ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ ከዚህ በመቀጠል እንግዲህ የቀረበልኝን ጥያቄ ለመመለስ ወደ እዚህ መጥቻለሁ ማለት ነው። እንግዲህ ጥያቄውም ዛሬ የአየር ሁኔታው እንዴት ነበር የሚለውን ጥያቄ የሚያሳይ ነው ማለት ነው። እንግዲህ የአየር ሁኔታው ሰንል የእለቱን የአየር ፀባይ ማለታችን ሲሆን። ይህ የአየር ፀባይም እንግዲህ ጠዋት አካባቢ ላይ ዳመናማ እና ትንሽ ቅዝቀዝ ያለ የአየር ንብረት ሲኖረው ነገር ግን ከሰአት አካባቢ ደግሞ ከፍተኛ የሆነ ፀሀይ በመኖሩ ሙቀታማ በመሆን ውሎ ነበር ማለት ነው። እንዲሁም በወደማታ አካባቢ ላይ ደግሞ እንደዚሁ ዳመናማና ቀዝቀዝ ያለ በመሆን የአየር ሁኔታው በእኛ አካባቢ ላይ ሊሆን ችሏል ማለት ነው። እንግዲህ የአየር ሁኔታ ስንል በየእለቱ የሚቀያየር የአየር ጠባይ ማለታችን ነው ማለት ነው። የአየር ሁኔታው እንግዲህ የሚቀያየር ማለታችን ነው እና ይሄ የአየር ሁኔታ ማለት እንግዲህ የአንድ አካባቢን የሚወስን ይሆናል ማለት ነው። የአየር ሁኔታ እንግዲህ እንደ አካባቢውና እንደ እንደያለንበት የመልካ ምድርና እንደውም ደግሞ የእጽዋት ሽፋን እንዲውም የመሬቱ ከፍታ የሚወስን ይሆናል ማለት ነው። በከፍተኛ ቦታዎች አካባቢ ላይ ብዙም ጊዜ ቀዝቃዛ የአየር ንብረት በመሆን የሚውል ሲሆን። አንድ ቦታ ደግሞ እንግዲህ ሙቃታማ በመሆን ይላል ማለት ነው። በተለይም ደግሞ ወደ ቆላማ እየር ወደ ቆላማ አካባቢ ላይ ሞቃት የአየር ንብረት ነው መሆን ብዙ ጊዜ ይውላል ማለት ነው። ከዚህም በተጨማሪ እንግዲህ ደጋማው አካባቢ ላይ ቀዝቃዛ የሆነ የአየር ንብረት ያስተናግዳል ማለት ነው። እናም እንግዲህ እኛ የምንገኘው በወይናማ አየር የወይናማ በሚባለው አካባቢ በመሆኑ እንግዲህ መካከለኛ የሆነ የአየር ንብረት ሲያስተናግዱ ውሏል ማለት ነው። እንግዲህ በቆላማ አካባቢ ላይ የአየር ንብረቱ ዝናብ የማይጥልበት ሲሆን ሞቃት የሆነ የአየር ንብረት የሚታይበት ነው ማለት ነው። እናም እንግዲህ በዚህ ይሄን የአየር ንብረት እኔ እጅግ አድርጌ እወደዋለሁ ምክንያቱም መካከለኛ የሆነ ብርድ የማይሉት ውርጭም የማያሉት እንደውም ሙውቀት የማይሉት መካከለኛ የሆነ የአየር ፀባይ መሆኑ በየእለቱ ያስተናግዳል ማለት ነው። እንደዚህ አይነቱ የአየር ንብረት እጅግ በጣም የሚስማማው ነው ማለት ነው። ለሰው ልጆችም ሆነ ለእንስሳት እጅግ በጣም የሚመችና ምቹ የሆነ የአየር ንብረት በመሆኑ ከፍተኛ የሆነ የህዝብ ጥቂት ሆኖ በዚህ አካባቢ ይውላል ማለት ነው። እንግዲህ የአየር ሁኔታ ማለት በእለት ከእለት የሚመዘገብ የአየር ጸባይን ሊወስን የሚችል አይነት ማለታችን ነው። የአየር ፀበይ ስንል እንግዲህ በእያንዳንዷ ቀን በእያንዳንዷ ሳምንት ያለችዋን የምታሳይ ማለት ይሆናል ማለት ነው። እንግዲህ ይህ የአየር ፀባይ በመመዝገብ የአየር ንብረትን የሚወስን ይሆናል ማለት ነው። የአየር ንብረት ስንል ግን ረጅም ጊዜን ቢያንስ የሰላሳ አመት የዘ የሰላሳ አመት አቬሪጅ ወይም ደግሞ የሰላሳ አመት ስሌት ማለታችን ነው። የአየር ሁኔታ ወይም ደግሞ የአየር ፀባይ ስትል ግን በአንድ ቀን ወይም ደግሞ የእለት ቀን ያለውን የአየር ሁኔታ ማለታችን ነው ወይም የአየር ፀባይ ማለታችን ነው ማለት ነው። እንግዲህ ያየር ፀበይ እንደሁኔታው የሚቀያየር ይሆናል ማለት ነውና ሁላችንም ይህንን ተረድተን የአየር ፀባዩን ልንናገር እና ልንተነበይ እንችላለን ማለት ነው። እንግዲህ በሜትሮሎጂስት በመጠቀም የአየር ሁኔታውን ምን ሊሆን እንደሚችል ግምት የሚያስቀምጠው አሉ ማለት ነው። እንግዲህ ብዙ ጊዜ የአየር ጸባይን እነዚህ ሜትሮሎጂስት በ እንትን ባሉት መሰረት በተነበዩት ማለት መሰረት ሊሆን ይችላል ይህ ባይሆንም ደግሞ የተጠጋ የተጠጋጋ አይነት የአየር እባይ ይመዘገባል ማለት ነው። እንግዲህ ሁላችንም በየአካባቢያችን የተለያየ የአየር ፀባይ ይኖራል ተብሎ ይገመታል ምክንያቱም አንድ አይነት የሆነ የአየር ፀባይ ሊሆን አይችልም ማለት ነው። እናም እንደየአካባቢው የተለያየ ቢሆንም የሁላችሁም እንግዲህ የተለያየ አየር ፀባይ ያለው ይኖራል ብዬ እገምታለሁ ማለት ነው። እና ሁላችንም እንግዲህ እንደሁኔታው ልንናገር እንችላለን ማለት ነው። የአየር ፀብይ ማለት የእለት ከእለት የአየር ሁኔታ ማለታችን ሲሆን ይሄ እንግዲህ ከፍተኛ ይሄን ማወቅ ከፍተኛ የሆነ ጥቅሜት አለው ማለት ነው። ምክንያቱም ይሄን የአየር ጠባይ ከተረዳን የተለያዩ እንቅስቃሴዎችን ለማድረግ እንችላለን ማለት ነው። ለምሳሌ ዝናባማ የሚሆን ከሆነ በዝናብ የማይከናወን ተግባራትን ውጪ ላይ እናደርጋለን ማለት ነው። ዝናብ የማይጥል ከሆነ ደግሞ እንዲሁ በ

ሰላም ሰላም ጤና ይስጥልኝ። የተጠየቀኝን ጥያቄ ለመመለስ እወዳለሁ እንግዲህ ጥያቄውም እጅ ላይ እጅ መጨባበት ትወዳለህ የሚል ይሆናል ማለት ነው? እንግዲህ ምላሽም አዎ እወዳለሁ ነው። ምክንያቱም እጅ ለጅ መጨባበጥ ማለት እንግዲህ ከጓደኛችን ጋር ወይም ደግሞ ከቤተሰብ ጋር እንደውም ደግሞ ከፍቅረኛችን ጋር ሊሆን ይችላል ማለት ነው። ሰላምታ ስንለዋወጥ እጅ ለእጅ እንጨባበጣለን ማለት ነው። እንግዲህ እጅ ለእጅ መጨባበጥ ማለት ብለን እኛ አካባቢ ብዙን ጊዜ ሰላምጣ ስንቀያይ የምናደርገው ተግባር ነው ማለት ነው። እንግዲህ ይሄ እጅ ለእጅ መጨባበት ከፍተኛ የሆነ ጥቅሜታ አለው። ምክንያቱም እጅ ለጅ የምንጨባበጠው ከምንተዋወቀውና ከምንገባቸው ሰው ጋር ነው ማለት ነው። እቺ ለቺ መጨባበጥ ማለት እንግዲህ ሰላምታ መቀየር ማለታችን ነው። ይሄ ሰላምታ መቀየር እንግዲህ በብዙ አይነት ጠቀሜታ ውጪ ይኖሩታል ማለት ነው። ምክንያቱም ሰላምታ መቀየር እንግዲህ ከእግዚአብሔር የተሰጠ ነገር ነው። ይህንን ነገር ደግሞ እኛን ተገብረዋለን ማለት ነው። እንደዚህ አይነት ነገሮች እንግዲህ ብዙ ጊዜ የሚተከበሩት። ብዙ ጊዜ ለጅ የምንጨባበጥ ከምንተዋወቀውና ወደ ገጠራማው ክፍል ባለው አካባቢ ላይ ብዙን ጊዜ እጅ ለእጅ መጨባበጥ በጣም በሰፊ ሁኔታ ይካሄዳል ማለት ነው። ይህች ልጅ መጨፋፈጥ እንግዲህ ከሰላምታም በዘለለ የተለያዩ ቃሎችን ስንግባባ እጅ ለእጅ እንጨባበጣለን ማለት ነው። እጅ ለእጅ መጨባበጥ እንግዲህ እንደየአካባቢውና እንደየባህሉ የሚለያይ ቢሆንም አብዛኛውን ቦታ በሚባል ደረጃ እጅ ለጭባበጥ በሰፊው ሁኔታ ይታያል ማለት ነው። ይህች ለጅ መጨፋፈጥ እንደ ሀገር ደረጃም ሳይሆን በአለም ደረጃ ብዙ ጊዜ ሰዎች በፓርላማ ላይ እጅ ለእጅ ሲጨባበጡ እንዲሁም ደግሞ የተለያዩ ውሎችን ሲፈራርሙ እጅ ለእጅ ሲጨባበጡ እንዲያለን ማለት ነው። እንግዲህ እጅ ለእጅ መጨባበጥ የሆነ ነገር እንደመቀየር ነው ማለት ነው። ለምሳሌ ሰላም ታስንቀያየር እጅ ለእጅ ተጠየባበት እንዲሁም ደግሞ የተለያዩ ውለ በሚደረጉበት ጊዜ የምንጨባበጥ ከሆነ እንግዲህ እንደዚህ አይነት ነገሮች የተለያየ ነገርን ለመቀያየር የሚያስችሉ ናቸው ማለት እንችላለን ማለት ነው። ውጪ ለጨበጨበጭ ብዙ ተከሜታዎች ይኖሩታል ብዬ እገምታለሁ። ምክንያቱም የተለያዩ ተለምዶችን ወይም ተሞክሮዎችን ለመቀያየር ስለሚያስችለው ማለት ነው። በአጠቃላይ እጅ ለች መጀባበት ብዙ አይነት የሆነ ጠቀሚታዎች አሉ ብዬ እናቀራለሁ ማለት ነው። ጭለጭ መጀባበት እንግዲህ እንዳልኩት ሰላምታ ወይም ደግሞ እየተለያዩ ፊርማዎችን ወይም ደግሞ ነገሮችን ዝንፈራራም እንደሆነ የሚያሳይ ነው ማለት ነው። ከዚህም በዘለለ እንግዲህ እጅ ለእጅ ለመጨባበጥ ስፖርት ስንሰራም እጅ ለእጅ ልንጨባበጥ እንችላለን ማለት ነው። ለምሳሌ በግሩፕ የሚሰሩ ስፖርት አይነቶች እጅ ለእጅ በመጨባበጥ ሊከናወኑ ይችላሉ ማለት ነው። እና ሁላችንም ይህን እጅ ለጭ መጨባበጥ እንግዲህ ከተለያየ ጓደኛዬ ጋር በተለያየ ሰዓት ልናደርገው እንችላለን ማለት ነው። እንግዲህ ይሄ የመጨባጨብ የራሱ የሆነ ጠቀሜታም ጉዳትም ሊኖረው ይችላል ማለት ነው። ምክንያቱም ጉዳት ቃል ነው መካከል እንግዲህ የተለያዩ በእጅ የሚተላለፉ በሽታዎች አሉ ማለት ነው። እና እንደዚህም በሽታ ውጪ በማስተላለፍ ረገድ ከፍተኛ የሆነ ሊኖረው ስለሚችል ይህ እጅ እጅ መጨባበጥ እንግዲህ ጉዳት አለው ብለን ለመጥራት እንችላለን ማለት ነውና። እጅ ለእጅ መጨባበጥ ብዙ አይነት ጥቅሚታዎች እንዲሁም ደግሞ ጉዳቶች ይኖሩታል ብለን በቀላሉ መናገርና መተበይ ወይም ደግሞ ማውራት እንችላለን ማለት ነው። እና እጅ ለች መጨመፍ ሲባል እንግዲህ እንደነገርኳችሁ በዚህ መሰረት ልንተነብየው እንችላለን ማለት ነው። እና እቺ ለች መጨፋፈጥ እንደሁኔታዎች ይወሰናል። ለምሳሌ የተለያዩ ጥላላፊ በሽተው ሀገራችን በሚከሰቱበት ጊዜ ይህ እጅ ለእጅ መጨባበጥ ብዙ ጊዜ እዚህ ሲደረግ አይታይም ማለት ነው። ነገር ግን ያው ሴፍ ወይም ደግሞ ሰላም በሆነበት አካባቢ እጅ ለእጅ መጨባበጥ እናደርጋለን። አሁን እኔ ለምሳሌ ከጓደኞቼ ጋር ብዙ ጊዜ እጅ ለእጅ እጨባበጣለሁ እንግዲህ ይሄ ለጅ መጨባበጥ እንዳልኳችሁ ሰለምታ ለመስጠት ነው ብዙ ጊዜ የማደርገው ማለት ነው። ነገር ግን ከፊት ስምምነት ፍጹም ስለማላውቅ እጅ ለእጅ መጨባበጥን የማየው በተለያዩ የማህበራዊ ሚዲያዎች ላይ በሚደረጉ ስብዘባዎች ላይ እንደውም ደግሞ በሚደረጉ የተለያዩ ውል መዋዋልን ወይም ደግሞ የተለያዩ ነገሮችን ሲለዋወጡ ሰዎች ሲጨባጨቡ እናያለን ማለት ነው። እንግዲህ እናንተ ከዚህ በደለ ለሌላም ልታወሩ ትችላላችሁ በዋናነት እኔ የማውቀውና የምቀለቅለው ግን ለነዚህ ሁለት ነገሮች ወይም ሶስት ነገሮች።

ሰላም ሰላም ጤና ይስጥልኝ እንግዲህ የቀረበልኝን ጥያቄ ምላሽ ለመስጠት እወዳለሁ። ጥያቄውም እንግዲህ የምትወደው መክሰስ ምንድነው ይላል ማለት ነው። እንግዲህ መክሰስ ሲባል በመጀመሪያ ደረጃ። የምንመገባቸው ምግቦች ወይም ደግሞ ከአመጋገብ አይነቶች ማለትም። ለምሳሌ ጠዋት ቁርስ ቀን ምሳ። ከዛም ደግሞ መክሰስ ከዛም እራት ብለን እንከፍላቸዋለን ማለት ነው እንግዲህ። ይሄ መክሰስ የሚባለው ነገር እንግዲህ ብዙ ጊዜ ሊበላም ላይበላም ይችላል ማለት ነው። እንደ አካባቢውና እንደ ሰዎቺ የአኗኗር ደረጃ የሚለያይ ይሆናል ማለት ነው። በተለይም በኢትዮጵያ እጅግ በጣም ከፍተኛ የሆነ ደህንነት በመኖሩ ምክንያት ይህ መክሰስ የሚባለው ነገር እንግዲህ። ብዙ ጊዜ ሲበላ አይታይም። በተለይ እኛ ባለንበት አካባቢ ተማሪዎች እንደመሆናችን መጠን እንግዲህ መክሰስ በልቸ አላውቅም ማለት ነው፤ ምክንያቱም እንግዲህ የዚህ ትምህርት ቤት ላይ የምንበለው በቀን ሶስት ጊዜ ብቻ ስለሆነና። ገዝቼ ደግሞ ምግብ ለመግዛት እንግዲህ የኑሮ ደረጃዬ ወይም ደግሞ የሀብት መጠኔ ስለማይፈቅድልኝና። ይህንን ማድረግ ስለማልችል መክሰስ የሚባለውን ነገር እኔ አሁን ላይ እየበላሁ አይደለም፤ ነገር ግን ደግሞ። ቤት በኖርኩበት አካባቢ መብላት የሚመቸኝ መክሰስ ብዙ ጊዜ ቀለል ያለ ምግብ ማለት ነው ወይም የሚመቸኝ። ምክንያቱም ደግሞ ይህ መክሰስ የሚባለው ነገር እንግዲህ። የሚያገለግለን ብዙ ጊዜ ራት እስከሚደርስ ወይም ደግሞ ቀን የበላነው ምግብ ትንሽ ራብ ስሜት ከራበን ይህንን ለማስታገስ የሚደረግ ምግብ በመሆኑ እንግዲህ ቀለል ያለ ምግብ ለመመገብ በጣም ያስደስተኛል ማለት ነው። ለምሳሌም እንግዲህ ለምሳሌ ብዙ ጊዜ መብላት መክሰስ። መብላት የሚመቸኝ ምግብ እንግዲህ እንጀራ በወጥ። መክሰስ በጣም ይመቸኛል ይህ እንጀራ በወጥ ግን። ቀን ወይም ጠዋት እንዲሁም ደግሞ ማታ ከምበላው ቀለል ባለ መልኩ ነው ማለት ነው። ምክንያቱም ማቆያ ስለሆነ። እንደ ጠዋቱ ወይም ደግሞ በተለይ እንደ ቀኑና እንደማታው በከፍተኛ ሁኔታ ወይም ደግሞ ብዛት ያለው ምግብ አልመገብም ማለት ነውና። እንግዲህ ሰዎች ይሄን አይነት መክሰስ እንደየራሳቸው አይነት ሊገልጹት ይችላሉ ማለትም። የሰው ልጅ የሚኖረው የአመጋገብ ፍላጎት ወይም ደግሞ የሚወደው የምግብ አይነት እንደየሰው የተለያየ በመሆኑ ማለት ነው እና እኔ መክሰስ የሚል መብላት የሚመቸኝ ይህንን እንጀራ በወጥ ነው ማለት ነው፤ ምክንያቱም ደግሞ የሆነበት ምክንያት እኛ አካባቢ ብዙ ጊዜ የመመከፈው። መክሰስ ላይ እና ቀን ላይ ይህንኑ እንጀራ በመሆኑ ይህንን እንጀራ እንግዲህ በጣም እወደዋለሁ ማለት ነው። ይህ እንጀራ እንግዲህ ከብዙ አይነት ሊዘጋጅ ይችላል ማለት ነው። እኛ አካባቢ የሚዘጋጀው እኛ ግን ከቀይ ጤፍ የሚዘጋጅ እንጀራ ነው እንዲሁ አልፎ አልፎ ነጭ ጤፍም የምንጠቀምበት ሁኔታ አለ ማለት ነው። በእያንዳንድ አካባቢዎች ግን የሚመገቡት ወይም ደግሞ የሚጠቀሙት እንጀራ የሚያዘጋጁት የተለያየ አይነት ነው ማለት ነው፤ ብዙ ጊዜ ከጥሬ እህል ወይም ደግሞ ከአጋ እህሎች የእንጀራ ይዘጋጃል። በተለይም ደግሞ ከበቆሎ አብዛኞቹ አካባቢዎች ላይ የሚዘጋጅበት ሁኔታ ሰፊ ነው ማለት ነው። እናም እንግዲህ እንጀራን የወደድኩበት ምክንያት ከቀይ ጤፍ የተሰራ በመሆኑ ይህ እንጀራ የተለየ አይረን የሚባለውን ንጥረ ምግብ በመያዙ ወይም ደግሞ ብረት የተባለ ንጥረ ምግብ ይይዛል ማለት ነው። ይህ ንጥረ ምግብ እንግዲህ ከተለያዩ በሽታዎች የሚከለክለን የምግብ አይነት ነው ማለት ነውና። ይህም ከፍተኛ የሆነ ለሰውነታችን ጠቀሜታ ይሰጣል ማለት ነው። በአጠቃላይ እንግዲህ ምግብ ከፍተኛ የሆነ ነገር ነው ምግብ ማለት እንግዲህ ማንኛውም ሊበላ ወይም ሊጠጣ የሚችል ነገር ሆኖ ለሰውነታችን ጠቀሜታን የሚሰጥ ማለት ነው። ይህ ማለት በሽታን የመከላከል እንደውም ደግሞ የሰውነታችንን የመገንባት ሀይልና ሙቀት የመስጠት የሚባሉ ነገሮችን ለሰውነታችን የሚሰጥ ማለታችን ነውና። በአጠቃላይ እንግዲህ መክሰስ እንደየሰው እንደየአካባቢውና እንደሁኔታው ወይም ደግሞ እንደኑሮ ደረጃው የተለያየ ይሆናል ማለት ነው። እንግዲህ እኔም እንደነገርኳችሁ በፊት ላይ መክሰሴን የምበለው እንጀራ እንደሆነና አሁን ደግሞ ተማሪ እንደመሆኔ መክሰስ እንደማልጠቀም ስነግራችሁ ይህ የሚያሳየው እንግዲህ የሰው ልጅ አመጋገቡ እንደ ሁኔታውና እንደ የንሮ ደረጃው መሆኑን ያሳየናል ማለት ነው። ምክንያቱም ይሄ አሁን ላይ መክሰስ የቀረበት ምክንያት እንግዲህ የኑሮ ሁኔታዬ ስለሚገድበኝ ማለት ነው። ይህም ማለት

ሰላም ሰላም ጤና ይስጥልኝ እንግዲህ ወደ የትኛው ቦታ ተጉዘህ ታውቃለህ ይላል ማለት ነው። እንግዲህ ጉዞ ስንል የተለያዩ ጉዞዎችን ልንናከናውን እንችላለን ማለት ነው። ለስራ የምናደርገው ጉዞ ሊሆን ይችላል እንዲሁም ደግሞ ለመዝናናት ወይም ደግሞ ጥሩ ጊዜ ለማሳለፍ የምናደርገው ጉዞ ማለታችን ነው። እንግዲህ እኔ የምጀምርላችሁ መዝናናት ከሄድኩባቸው ወይም ደግሞ የተለያዩ ነገሮችን ለመጎብኘት ከሄድኩባቸው አካባቢዎች የጥቂቶቹን ምነግራችሁ ይሆናል ማለት ነው። እንግዲህ ብዙ ጊዜ እኔ የምጓዘው ለእንደዚህ አይነት ነገሮች በትርፍ ጊዜ የምጓዘው እንግዲህ እየተለያዩ ገዳማት ወይም ደግሞ ወደ ተለያዩ መንፈሳዊ ቦታዎች መሄድ እጅግ በጣም ያስደስተኛል። ከእነዚህ መንፈሳዊ ቦታዎች እንግዲህ ቤተክርስቲያን ወይም ደግሞ የተለያዩ ገዳማት ሊሆኑ ይችላሉ ማለት ነው። ከእነዚህም መካከል እንግዲህ የገዳም ወይም ደግሞ ደብረሲና ገዳም የምትባል የማርያም ቤተክርስቲያን ያለችበት በአካባቢ ላይ በተደጋጋሚ ወይም ደግሞ ለብዙ ጊዜ ሄጄ አውቃለሁ ማለት ነው። እንግዲህ ይህ መንፈሳዊ ቦታ እጅግ በጣም መንፈስን የሚያድልና ይህንን ቦታ በመጎብኘት እንግዲህ የእግዚአብሔር በረከትን በቀላሉ የምናገኝበት ቦታ በመሆኑ ወደዚህ ቦታ እንድሄድ አስገድዶኛል ማለት ነው። እንግዲህ ይህ ቦታ የእግዚአብሔር በረከት የሚገኝበትና ከተለያዩ የሀገሪቱ ክፍል የተለያዩ ሰዎች የሚመጡበትና በረከተን የሚሳተፉበት ቦታ ነው ማለት ነው። ይህ ቦታ የሚገኘው እንግዲህ በአማራ ክልል። በእነመ ወረዳ ስርእየሱስ ተብላ በምትጠራ አካባቢ በመሆኑ እንግዲህ ይህ ቦታ ከፍተኛ የሆነ የተለያዩ ሰዎች የሚመጡበትና የሚደርሱበት ወይም ደግሞ ይቺን ጣፉት የሚያዩበት ሁኔታ አለ ማለት ነው። እንግዲህ የተለያዩ አካባቢዎች ከተለያዩ አካባቢዎች ብዙ ሰዎች መምጣቱ ለዚያች ቦታ እድገት ጥሩ ነው ብለን። እንሄዳለን ምክንያቱም እንግዲህ ይቺ ቦታ ድሮ ላይ ዋሻ ማርያም ወይም ደግሞ ዋሻ የነበረችና ድሮ ላይ እንዲሁም በደንብ ያልሰለጠነች ነበረች ማለት ነው። ነገር በአሁኑ ሰዓት እንዳንድ ሰዎች በመምጣታቸው የተለያዩ ገንዘብ እንዲሰባሰብ ተደርጎ በቀላሉ ቤተክርስቲያኗ በአሪፍ ሁኔታ እንድትበለጽግና አሪፍ ደረጃ ላይ እንድትገኝ አድርጓታል ማለት ነው። እንግዲህ ሰዎች ከተለያዩ አካባቢዎች ሲመጡ ብዙ አይነት ጠቀሜታዎች አለ ያለበትም ለዚሁ ነው ማለት ነው። ቦታው የትም እንድትታወቅ ያደርጋል ማለት ነው። ከዚህም በተጨማሪ እንግዲህ ቦታዬ በከፍተኛ ሁኔታ ለውጥ እንድታሳይ ወይም ደግሞ እድገት እንዲታሳይ ያስችላታል ማለት ነው። እናም እንደተባለው እንግዲህ በፊት ላይ ደብረ ሲና በጣም ዋሻ ብቻ የሆነችና በደንብ ያልተሰራች ስትሆን በአሁኑ ሰዓት ግን እነዚህ ሰዎች በመምጣታቸው እንግዲህ በአሪፉ እንዲያሰሯት ተደርጓል ማለት ነው። እንግዲህ ከእነዚህም በተጨማሪ ደግሞ ሽርሽር የማድረግባቸው የተለያዩ መዝናኛ ያሉበት ወይም ደግሞ የተለያዩ ሸለቆዎች ላይ ሄጄ አውቃለሁ። በተለይ ከእኛ አከባቢ ከፍተኛ የሆነ ሸለቆ ጫካ የበዛበት ይኖራል ማለት ነው። ያ አካባቢ እንግዲህ የተለያዩ እንስሳትን ለማየት የሚያስችል ለመጎብኘት የሚያስችል ማለትም መልካም ምድርን በተለይ የሚያደንቅ ሰው ይህንን መልካም ምድር እያየ አእምሮውን ማደስ እረፍት መውሰድና በጣም መደሰት ይችላል ማለት ነው። እንግዲህ ይህ አከባቢ በጣም ደስ የሚል ውብ የሆነ አከባቢ በመሆኑ እንዲሁም ደግሞ የተለያዩ የዱር እስሳት የሚገኙበት አከባቢ በመሆኑ ለተለያዩ አላማዎች እዚህ ቦታ ልንሄድ እንችላለን። አንድም ለጉብኝት ወይም ደግሞ አእምሮአችንን ለማስደሰት ለመዝናናት የምንሄድ ሲሆን በሌላ ጊዜ ስናየው ደግሞ ለተለያዩ ትምህርቶችን ለማካሄድ እዚህ ቦታ ልንሄድ እንችላለን። ምክንያቱም እዚህ ቦታ ላይ እንግዲህ ብዙ አይነት እጽዋቶችና ብዙ አይነ እንስሳቶች በመገኘታቸው ምክንያት እዚህ ቦታ ላይ እንግዲህ የተለያየ ትምህርት ለመውሰድ ማለትም የተለያዩ የአዝርት ወይም ደግሞ የእጸዋት አይነቶችን ለማየት እዚህ ቦታ ላይ ልንሄድ እንችላለን። ከዚህም በተጨማሪ እንግዲህ ስለተለያዩ እንስሳቶች ባህሪ ለማጥናት እዚህ ቦታ ብዙ ጊዜ እንሄዳለን ማለት ነው። እዚህ ቦታ የሚሄዱት አብዛኛውን ጊዜ የተለያዩ ከተለያዩ ሀገሪቱ ክፍል ወይም ደግሞ ከውጭ ሊሆን ይችላል ማለት ነው። ጉብኝት ለማካሄድ እንግዲህ የተለያዩ ከፍተኛ ደስታን ለመፍጠር ወይም ደግሞ ስለ እንሳቶቹ ከፍተኛ የሆነ እውቀትን ለመቅሰም ሲሉ ከውጭ ሀገር ወይም ደግሞ ከሀገሪቱ ከተለያዩ ቦታዎች እየመጡ ጉብኝት ሲያካሂዱ እናያለን ማለት ነው። እንግዲህ እነዚህ ሰዎች መምጣታቸው ከፍተኛ የሆነ ጠቀሜታን ለዚያች

ሰላም፣ ሰላም፣ ጤና ይስጥልኝ። አመሰግናለሁ። ስንት ትራስ ትጠቀማለህ? የሚለውን ጥያቄ ምላሽ ልሰጣችሁ ወደዚህ መጥቻለሁ ማለት ነው። እንግዲህ እኔ የምጠቀመው ትራስ ብዙ ጊዜ አንድ ትራስ ብቻ እጠቀማለው ማለት ነው። እንግዲህ ትራስ ማለት ኧ አልጋ ቤት ላይ ገብተን ስንተኛ ራሳችንን የተወሰነ ከፍ አድርጎ እንዲይዘን የምንጠቀመው ትራስ ማለታችን ነው ማለት ነው። እናም እንግዲህ ይህ ትራስ ኧ እኔ ብዙ ጊዜ ስተኛ የምጠቀመው አንድ ትራስ ብቻ ነው ማለት ነው። ነገር ግን አንዳንድ ጊዜ ሁለት ትራስ የምጠቀምበትም ሁኔታ አለ ማለት ነው። አንደኛውን ትራስ አቅፌው በመተኛት፣ አንደኛውን ትራስ ደግሞ በራሴ በመንተራስ እንግዲህ እነዚህን ሶስት ትራሶች እጠቀማለሁኝ ማአ ሁለት ትራሶች አንዳንድ ጊዜ እጠቀማለሁ። ነገር ግን አብዛኛውን ጊዜ ኧ የምጠቀመው አንድ ትራስ ነው ማለት ነው። እኔም ብቻ ሳልሆን አብዛኛው ሰው በሚባል ደረጃ ሚጠቀመው አንድ ትራስ ብቻ እንደሆነ እኔ አቃለሁ ማለት ነው። ምክንያቱም ጓደኞቼንም ስመለከት እንዲሁም ቤተሰቦቼን ስመለከት የሚጠቀሙት ብዙ ጊዜ አንድ ትራስ ብቻ ነው። ነገር ግን አንዳንድ ጊዜ እንግዲህ በሚተኙበት ጊዜ ሁለተኛ ትራስ ማለትም አንዱን ትራስ እንደ ልጅ በማቀፍ ተጠቅመውበት እናያለን ማለት ነው። ይን እ የሚያደርጉት አብዛኛውን ጊዜ በብቻቸውን የሚተኙ ለምሳሌ የብቻውን የሚተኛ ወንድ ወይም የብቻዋን የምትተኛ ሴት ይህንን ትራስ አቅፎ ሊተኛ ይችላል ማለት ነው። ምክንያቱም ይህ ትራስ አቅፎ መተኛት እንግዴህ እ ሙቀት ሊሰጠው ወይም ደግሞ ደስታን ሊፈጥርለት ይችላል ማለት ነው። እናም እንግዲህ ትራስ አጠቃቀማችን እንደየ ሁኔታችን ሊለያይ ይችላል። እንደውም ገድሞ ከዚህ በተጨማሪ እንግዲህ ትራስ ስንጠቀም ትራሱ ትንሽ ከሆነና ወደ ታች የሚዘቀዝቀን ከሆነ ሁለት ትራስ የምንጠቀምበት ሁኔታም አለ ማለት ነው። እንግዲህ ትራስ አጠቃቀም እንደየ ሁኔታችን ይለያያል ማለት ነው። አንዳንድ ሰዎች ደግሞ ትራስን እንግዲህ ሶፋ ላይ ሲቀመጡ በጀርባቸው አድርገው ቀና እንዲያደርጋቸው ይህንን ትራስ ሲይዙ እናያለን ማለት ነው። በያንዳንዱ የሶፋ መቀመጫ ላይ እንግዲህ አንዳንድ ትራስ ይቀመጣል ማለት ነው። ይም ማለት ሰዎች እንግዲህ መተው እ በጀርባቸው እንዲያደርጉት ትራስ ገደፍ እንዲረጋቸው ሲጠቀሙበት ስናይ፣ አንዳንድ ቦታዎች ላይ ደግሞ አቅፈውት ቁጭ ይላሉ ማለት ነው። እና ይህ ትራስ እንግዲህ ያው እንደየ አካባቢውና እንደ ሁኔታው እንዲሁም ደግሞ እንደያለንበት የንሮ ደረጃችን ሊለያይ ይችላል ማለት ነው። ምክንያቱም በገጠራማው አካባቢ እንግዲህ ኧ ትራስ የምንጠቀመው ልብስን በመሰብሰብ ሊሆን ይችላል ማለት ነው። እና ይህንን እንግዲህ ትራስ ብሎ ለመጥራት እጅግ በጣም አስቸጋሪ ይሆናል ማለት ነው። ምክንያቱም አሁን እየተጠየቅኩበት ባለው ሁኔታ ስንት ትራስ ተጠቀምክ? ቢሉኝ ምላሽ ለመስጠት አዳጋች ያደርገዋል ማለት ነው። እንግዲህ ትራስ የምንለው ያው ተገዝቶ በዋናነት ተሰፍቶ ወይም ደግሞ ለትራስነት ብቻ ተዘጋጅቶ ያንን የምንጠቀመው አይነት ነው ማለት ነው። ነገር ግን አንዳንዴ የገጠሪዋ የገጠሪቱ ክፍል አካባቢ እንዳልኳችሁ ልብስ ወይም ደግሞ ኧ መዳበሪያ ላይ የተለያየ ነገር በመሙላት እ የምንጠቀም ይሆናል ማለት ነው። እናም እንግዲህ እኔ የምነግራችሁ የትራስ አጠቃቀማችን እንደየ ሰዎች ሊለያይ። ምክንያቱም ህፃን በጣም ህፃን ከሆነ አንድ ትራስ ብቻ ያም አነስ ያለች ትራስ እ ሊጠቀም ሲችል ተለቅ ያለና አርጌት ያለ ሰው ደግሞ በጣም ከፍ ያለ ነገር በመውደዱ እንግዲህ ሁለት ፍራሽ ማለትም ፍራሹ ስስ የሚሆን ከሆነ ሁለት ፍራሽ የሚጠቀምበት ሁኔታ አለ ማለት ነው። ባጠቃላይ እንግዲህ ፍራሽ አጠቃቀም እንደየሰዎቹና እንደየሁኔታው የሚለያይ ይሆናል ማለት ነው። እንግዲህ እንዳልኳችሁ ከተማ አካባቢ ላይ ፍራሽን ከትራስም በዘለለ ሶፋ ላይ ሲቀመጡ ትራስ ሲይዙ እንመለከታለን ማለት ነው። ገጠራማው አካባቢ ላይ ግን አደለም ሲቀመጡ ቀርቶ ሲተኙ እንኳን ትራስ እንደማይጠቀሙ ወይም ደግሞ ትራስ ሚባለው ነገር እንደሌለ እየነገርኳችሁና እያሳወኳች ነው ማለት ነው። ይህ የሆነበት ምክንያት እንግዲህ የኑሮ ደረጃቸው ወይም ደግሞ ያኗኗር ዘይቤያቸው ለበ ከዘመኑ ጋር የሄደ ሳይሆን በጣም በባህልና በወግ ታስረው እንግዲህ ይህንን ነገር ኧ ሊያከናውኑ አይችሉም ማለት ነው። ኧ እንደውም እንኳን ገጠራማው አካባቢ ላይ ሀብታም የሚባለው ሰው እንኳን ይህንን ትራስ ሲጠቀም አናይም ማለት ነው። ምክንያቱም የመጣበት ባህል ይህንን ነገር እያስተማረው ስላልመጣ ይህን ነገር ደሞ በቀላሉ ሊያደርገው አይችልም ማለት ነው። እንግዲህ ይህ ማህበረሰብ አብዛኛውን ጊዜ በቴሌቪዥን መስኮት ወይም ደሞ ማህበራዊ ሚዲያን ስለማይጠቀም ኧ ትራስን ሲጠቀሙ አይቶ ባለመሆ

ሰላም ሰላም ጤና ይስጥልኝ እንግዲህ ጥያቄው በሰአት የምትደርሰው ሰው ነህ ይላል? ምላሹም አዎ በሰአት የሚደርስ ሰው ነኝ የሚል ይሆናል ማለተ ነው። ምክንያቱም እንግዲህ በሰአት መድረስ ስንል ብዙ አይነት ነገሮችን ማለታችን ነው። ለምሳሌ እንግዲህ ለስራ በሰአት መድረስ የሚል ጥያቄ ወይም ደግሞ የሚል አይነት ከተነሳ አዎ በስራ ሰዓት መድረስ እንግዲህ እጅግ በጣም አስፈላጊ የሁንና ስራችንን በአግባቡ ለመውጣት ከሚያስችሉት ተግባራት መካከል ወይም ደግሞ ከአንድ ሰራተኛ ከሚጠበቅበት ቁልፍ ተግባራት መካከል በሰአት መድረስ እጅግ በጣም አስፈላጊ የሆነና ከእያንዳንዱ ሰራተኛ የሚጠበቅ ነገር በመሆኑ ሁሉም ሰው በሰአት መድረስን ሊያከነውን ወይም ደግሞ ሊያደርግ ይገባል ማለት ነው። እናም እንደውም እኔ እንግዲህ በሰአት መድረስ በጣም አስፈላጊ የሆነ ነገር አድርጌ ስለምስለው በሰአት መድረስን እንግዲህ በከፍተኛ ሁኔታ ትኩረት ሰጥቼ ሳ ደርገውና ሳከናውነው እገኛለሁ። እንግዲህ እኔ ተማሪ በነበርኩበት ሰዓት ማንም ሰው ሳይደርስ ወይም ደግሞ ሳይገባ ክፍል ውስጥ ገብቼ ወንበርን ይዤ እንዲሁም ደግሞ መዘጋጀት ያለብኝን ነገር እዛ ቦታ ላይ ተዘጋጅቼ ነው አስተማሪያችንን ወይም ደግሞ ለየክፍሉ መምህር የሚያስተምሩን የምጠብቃቸው እንደውም ደግሞ ጓደኞቼን ማለት ነው እንግዲህ በሰአት መድረስ ማለት በጣም አስፈላጊ የሆነና ከእያንዳንዱ ተግባር ወይም ደግሞ ከእያንዳንዱ ሰው በየስራችን ላይ ከሚጠበቅበብን ነገር የመጀመሪያውና ትልቁን ቦታ የሚይዘው ተግባር ነው ማለት ነው በሰአት መድረስ እንግዲህ ከሁሉም የሚጠበቅ ግዴታም ሊሆን ይችላል ማለት ነው። እና በሰአት መድረስ ሁላችንም ልናከናውነውና ልንተገብረው የሚገባ ተግባር በመሆኑ ሁላችንም በሰአት መድረስን ልንጠቀመው ይችላል እንግዲህ በሰአት መድረስ ስንል ወደ ስራ ቦታ ስንደርስ ለምሳሌ ገስግሰን በመነሳት ቀደም ብለን በመነሳት እንግዲህ ታክሲ በመጠቀም ሩቅ ከሆነ ታክሲ በመጠቀም በሰአት መድረስ ልንችል እንችላለን። እንዲሁም ቅርብ ከሆነ ደግሞ ገስገስ ብለን እንግዲህ በእግራችን ሄደን በሰአቱ ልንገኝ ይገባል ማለት ነው እንግዲህ በሰአት መድረስ ከስራም በተጨማሪ በተለያዩ ቅጥሮች ላይ በስራ መድረስ በጣም በሰአት መድረስ በጣም አስፈላጊ ነው በሰአት መድረስ እንግዲህ ቃልን ከመክበር ጋር የተገናኘነው ማለት ነው ምክንያቱም አንድ ሰው ቀጥረን እንግዲህ ያንን ሰው አስቀምጠን ወይም ደግሞ አቁመን በቶሎ በሰአቱ ወይም ማንድርስ ከሆነ እኛ ጓሾች ወይም ደግሞ በቃላችን የማንገይ ተብለን ልንተገበር እንችላለን ማለት ነው። እንግዲህ በሰአት መድረስ በዚህ ቀጠሮ ላይ በጣም አስፈላጊ ነው ማለት ነው ያ ሰው እንግዲህ ለኛ ያለውን አመለካከት እንዲያስተካክልና ታማኝ አይነት ሰዎች እንድንባል ያስችለናል ማለት ነው። ይህም ስለሆነ ሁላችንም በሰአት መድረስን የምናከናውነውና ልናደርገው የሚገባ ነገር በመሆኑ ሁላችንም በሰአት መድረስን ልናደርገው ይገባል ማለት ነው። እንግዲህ እኔ በሰአት መድረስ ጓደኞቼን ቀጥሬ አንድ ደቂቃ እንኳን ማርፈድ የማልወድ ሰው ነኝ ምክንያቱም በሰአት መድረስን በከፍተኛ ሁኔታ ስለማየውና፤ ስለምመለከተው ማለት ነው በሰአት መድረስ በጣም አስፈላጊና ጥሩ የሆነ ነገር በመሆኑ፤ ሁሉም ሰው በሰአት መድረስ ሊያከናውንና ሊያደርገው ይገባል ማለት ነው። እንግዲህ ከዚህም በተጨማሪ እንግዲህ ለተለያዩ ስብሰባዎች ቀጠሮ ይዘን በዛ ስብሰባ ውስጥ እንግዲህ በሰአት መገኘት በጣም አስፈላጊ የሆነ ነገር ነው ማለት ነው። እንግዲህ በዛ ስብሰባ ውስጥ እንግዲህ ብዙ አይነት ሀሳቦች ሊነሱ ይችላሉ ማለት ነው። እና እነዚህን ሀሳቦች ከመጀመሪያው ጀምሮ ለመከታተል በሰአት ተገኝቶ ያንን ነገር ማከናወን ወይም ደግሞ ከሚጠበቅብን ተግባራትን ማድረግ በጣም ያስፈልጋል። እንግዲህ በሰአት መድረስ ብዙ ጠቀሜታዎች አሉት ማለት ነው ከነዚህ ጠቀሜታዎች መካከልም በሰዎች ዘንድ ታማኝነትን ለመፍጠር በሰአት መድረስ እጅግ በጣም አስፈላጊ ነው። ከዚህም በተጨማሪ እንግዲህ ስራችንን በአግባቡ ለማከናወን በእሳት መድረስ አስፈላጊ ነው ለምሳሌ ብናይ ስብሰባ እየተካሄደከው ወደዛ ስብሰባ ውስጥ በሰአት ካልደረስን ምን ምን ነገሮችን በዚህ በስብሰባ ውስጥ ማከናወን እንዳለብን ማወቅ አንችልም ማለት ነው። እንዲሁም ደግሞ ከዛ በተጨማሪ ሀሳቡን በደንብ ለመረዳት የሰብስበውን ዋና አላማ ለመረዳት በሰአት መድረስ በጣም አስፈላጊ ነው ምክንያቱም። በምናረፍድበት ጊዜ የሰብሰበውን ዋና አላማ እንዲሁም ደግሞ በስብሰባው ላይ ስለሚነሱ ዋና ዋና ነጥቦች ስለማናውቅ በቀላሉ እነዛን ለመረዳት ያስቸግረናል ማለት ነው እንግዲህ። በሰአት መድረስ ከዚህም በተጨማሪ ስራ ላይ ከሆነ ለምሳሌ ስራችንን በሰአቱ ወይም ደግሞ በአስፈላጊው ጊዜ ለማከናወን በሰአት መድረስ እጅግ በጣም አስፈላጊ በመሆኑ ሁሉም ሰው በሰአትን መድረስ ሊያደርግ ይገባል።

ሰላም ሰላም ጤና ይስጥልኝ ልደትህን እንዴት ታከብራለህ የሚለውን ጥያቄ ለመመለስ እወዳለሁ። እንግዲህ ልደትህን ልደትን አካባበር እንደየ አካባቢው እንደየ ሃይማኖቱ እንዲሁም ደግሞ እንደየ ያለን የኑሮው ደረጃ እንዲሁም ከምንኖርበት አካባቢ ያ ማለት ገጠር ወይም ደግሞ ከተማ አከባቢ ያለው የልደት አከባበር እጅግ በጣም የተለየ ነው ማለት ነው። እንግዲህ እኔ የምኖረው በገጠሪቱ የሀገራችን ክፍል በመኖሩ ማለት ነው። እንግዲህ የገጠሩ ማህበረሰብ ሊከተለው የሚችለውን ባህልና ወግ በመጠቀም ልደቴን አከብራለሁ ማለት ነው። እንግዲህ የኔ የልደት አካባበር ብዙ ጊዜ የሚከናወነው ቤት ውስጥ ነው ማለት ነው። አንዳንድ ሰዎች ግድ ሆቴል ሄደው ልደታቸውን ሲያከብሩ እናያለን የኔ ልደት የሚከበረው ግን በቤት ውስጥ ነው ማለት ነው። ይህ ልደት እንግዲህ ሳከብር ቤት ውስጥ ተደግሶ ቤት ውስጥ በጣም ሞቅ ያለ ነገር ተከናውኖ ማለት ነው። ሰዎች ተጠርተው እነዛ ሰዎች መጥተው እንግዲህ እንዲሁም ደግሞ ዳቦ ተቆርሶ እየተለያየ የመጠጥ አይነቶች ተደርገው ማለት ነው። እነዛ ሰዎች እየተጋበዙ የኔ ልደት ይከበራል ማለት ነው። እንግዲህ ልደቴ ሲከበርም የተለያዩ ፎቶዎች የኔ ፎቶ በትልቁ ተጎንቶ ማለት ነው። ግደግዳ ላይ ይለጠፍና ልደቴ በዚህ ሁኔታ ይከበራል ይህ ግን ይከናወን የነበረው ህፃን ባለውበት ወይም ደግሞ ገና ህፃን ሆኜ በነበረበት ጊዜና እኔም እየኖርኩ ያለው እዛው አካባቢዬ ላይ ጎጃም አካባቢ በነበረበት ወቅት ነው። አሁን ግን ከዛ አከባቢ ራቅ ብዬ ለትምህርት በመምጣቴ እንግዲህ ልደቴን የማከብረው ከጓደኞቼ ጋር የተለያዩ ግብዣዎችን በመቀባበል ነው ማለት ነው። እንግዲህ እዚህ አካባቢ ላይ የማከብረው ከምዕራቡ አለም ጋር የተገናኘውን የልደት አከባበር አከብራለሁ ምክንያቱም። እዚህ አካባቢ ላይ እንግዲህ የተለያዩ ማህበራዊ ሚዲያዎችን ስለምመለከት እንዲሁም ደግሞ የትምህርት ደረጃዬም ላቅ ያለ በመሆኑ እንግዲህ ከአለም ጋር ወይም ደግሞ ከተለያዩ አለማት ጋር የሚከናወነውን እንቅስቃሴ በመመልከት እኔም ደግሞ ከነዛ ጋር የተጠጋጋ የበዓላት አከባበር አደርጋለሁ ማለት ነው። እንግዲህ ጓደኞቼ ሻማ ያበሩልኝና ኬክም ገዝተውልኝ ይህንን እንግዲህ በደማቅ ሁኔታ ሆቴል ላይ ሄጄ ወይም ደግሞ ተጓደኞቼ ጋር በመሆን ይህንን ሳከብር ይታያል ማለት ነው። እንግዲህ ይሄ አከባበር የተለያዩ ሁኔታዎች ይኖሩታል ማለት ነው። እዚህ አከባበር ላይም እንግዲህ ብዙ ጓደኞቼ ታድመው ሃፒ በርዝደይ ወይም ደግሞ እንኳን ተወለድክ እያሉ እያጨበጨቡልኝ እኔም ደግሞ የሆነች በራሴ የማደርጋት ጌጣጌጧን ራሴ ላይ አድርጌ በጣም በደስታ እና ምርጥ በሆነ ሁኔታ ሞቅ ባለ ሁኔታ አከብረዋለሁ ማለት ነው። እንግዲህ ይህ ልደት መከበሩ ብዙ ጠቀሜታዎች ሊኖሩት ይችላል በልደት ቀኔ እንግዲህ ከፍተኛ የሆነ ደስታን ለኔ ይፈጥርልኛል ማለት ነውና። ይህ በልደት ሰዓቴ ወይም ደግሞ በልደት ቀኔ እንግዲህ በከፍተኛ ሁኔታ ደስተኛ ሆኜ ስራዬን ሳከናውን ይታያል ማለት ነው። ይህ እንግዲህ የሆነበት ለደትን ማክበር ምን ያህል ጊዜ እንደሞላን እንዲሁም ደግሞ አምላካችንን ለማመስገን የሚያስችል አይነት ተግባር ይኖረዋል ብዬ አጠቁማለሁ ወይም ደግሞ እገምታለሁ። እንግዲህ ልደትን ማክበር ብዙ አይነት ጠቀሜታዎች ሊኖሩት ይችላሉ ማለት ነው እና። ሁላችንም ልደት ስናከብር እንግዲህ ልንከተላቸው የሚገቡ ነገሮች ይኖራሉ ምክንያቱም የሀገራችንን ባህልና ወግ የአከባቢያችንን ባህል እንዲሁም ደግሞ ጊዜያችንንና ገንዘባችንን የማያባክን ወይም ደግሞ ጓደኝነትን የሚያጠናክር በሆነ መንገድ ነው። ልናከብረውና ይህንን ባህል ልናወድሰው ወይም ደግሞ ልንዘክረው የምንችለው እንግዲህ ልደታችንን ስናከብር ከዚህ በተጨማሪ ደግሞ የተለያዩ ደካማዎችን ወይም ደግሞ አቅመ ደካማዎችን በመርዳት ሊሆን ይችላል ማለት ነው። እንግዲህ እንደዚህን ስንረዳ በገንዘብ ሊሆን ይችላል። ወይም ወይም ደግሞ ለምሳሌ ገንዘብ በዘከር ሊሆን ይችላል ልብስ በመስጠት ወይም ምግብ ለነዛ ላቅመ ደካሞች እና ሜዳ ላይ ወይም ደግሞ እንዲሁ ተርበው ላሉ ሰዎች ምግብ በመስጠት ገንዘብ በመስጠት ልብስ በመስጠት ይህንን ልደታችንን ብናከብረው በእግዚአብሔር ዘንድ የተወደድና ጥሩ የሆነ ስለሚሆን ብዬ ስለማስብ። እኔም ደግሞ በዚህ ሁኔታ ነው ማለት ነው ወደ ልደቴን የማከብረው። ወደፊትም ማክበር የምፈልገው። እንግዲህ አንዳንድ ሰዎች ልደታቸውን ሲያከብሩ ሲሰክሩ እንዲሁም ደግሞ አላስፈላጊ ነገሮችን መጥፎ ነገሮችን ሲያከናውኑ እንዳለ እንዲህ አይነት ነገሮች ሊቆጠቡና ሊደረጉ የማይገቡ

ሰላም ሰላም ጤና ይስጥልኝ አዳዲስ የስራ ግንኙነቶችን ትፈጥራለህ ለሚለው ጥያቄ ለመመለስ እወዳለሁ። አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ እንግዲህ አዳዲስ የስራ ግንኙነቶች ሲባል እንግዲህ የተለያዩ አዳዲስ ስራዎች በሚኖሩበት ጊዜ ከተለያዩ ሰዎች ጋር የምናደርገው ስምምነት ወይም ደግሞ ግንኙነት ማለታችን ነው። እንግዲህ እንዲህ አይነት ነገሮች መደረጋቸው እጅግ በጣም ጠቀሜታ አላቸው። ምክንያቱም አዳዲስ የስራ ግንኙነቶችን ማድረግ ከፍተኛ የሆነ ጠቀሜታዎች አሉት በእነዚህ በአዳዲስ የስራ ግንኙነቶች ውስጥ እንግዲህ ከፍተኛ የሆነ ተጠቃሚዎችን እንሆናለን ማለት ነው። ምክንያቱም እንግዲህ ከተለያዩ ሰዎች ጋር አዳዲስ ግንኙነቶችን የምናደርግ ከሆነ እንግዲህ እነሱ ሰዎች ከፍተኛ የሆነ ሙያ ያላቸው ሊሆኑ ስለሚችሉ ከነዛ ጋር ግንኙነትን መፍጠር ለእኛ ከፍተኛ የሆነ ጠቀሜታ አለው ብዬ አምናለሁ ማለት ነው። ምክንያቱም ከእንዛ ሰዎች እንግዲህ የተለያዩየ ተሞክሮ ለመቅሰም እና ለመውሰድ እንደዚህ አይነት ግንኙነቶችን መፍጠር ጠቃሚ በመሆኑ ሁላችንም አዳዲስ የስራ ግንኙነቶች እንድታደርጉ እጋብዛችኋለሁ። እንግዲህ የስራ ግንኙነቶችን ስፈጥር መልካም የሆነ የስራ ግንኙነቶችን እፈጥራለሁ። እንግዲህ ብዙ አይነት የስራ ጓደኞች አሉ ይህም ማለት ለምሳሌ ተማሪ በሆንኩበት ጊዜ እንግዲህ የተለያየ አሳይመንት ይሰጠናል ማለት ነው። እነዚህ አሳይመንቶች በሚሰጡበት ጊዜ እንግዲህ ከክፍል ጓደኞቼ ጋር ከፍተኛ ወይም ደግሞ ጥብቅ የሆነ ግንኙነት በመፍጠር ይህንን ስራ በቀላሉ እንዳከናውን ያስችለኛል ማለት ነው። እናም እንግዲህ ይህ ስራ ወይም ደግሞ ይህ ግንኙነት ያልገባንን ጥያቄ ለመጠየቅ ወይም ደግሞ እንዴት አድርገን አስይመንቱ መዘጋጀት እንዳለበት የምንጠይቅበት ሁኔታ ነው። ከዚህም በተጨማሪ እንግዲህ ጊዜን ለመቆጠብ ምክንያቱም አንዳንድ አሳይመንቶች እንግዲህ ብዙ ጊዜን የሚፈጁ ወይም ደግሞ ብዙ ሉኮች ብዙ ጽሁፎች እንድናዘጋጅ የሚጠይቅ በመሆኑ እነዚህን በቀላሉ ለመከናወን እንግዲህ ከጓደኛ ጋር ግንኙነት መፍጠር እጅግ በጣም ጠቀሜታ ይኖረዋል። ከዚህም በተጨማሪ እንግዲህ ከሌላ ክፍሎች ጋር ግንኙነት ልንፈጥር እንችላለን ምክንያቱም ከዚህ በፊት ያንን ስራ ሰርተውት ከሆነ በቀላሉ እንዲያሳዩን ለመጠየቅ ከተለያዩ ሰዎች ያ ማለት ከጓደኞች ውጪ ላይ ካሉ ጓደኞቻችን ጋር የምናደርገው ግንኙነት ሊሆን ይችላል ማለት ነው። እንግዲህ በአጠቃላይ አዳዲስ የስራ ግንኙነቶችን መፍጠር በጣም ጠቀሜታ ነው አለው ማለት ነው። እንግዲህ ለምሳሌ ብንወስድ እንኳን ከዚህ ከአሳይመንት በዘለለ የተለያዩ ገንዘብ የሚያስገኙ ነገሮችን ከተለያዩ ሰዎች ጋር ልናደርግ እንችላለን። ለምሳሌ አሁን ላይ እየተጠቀሙት ያለው ይሄ የስራ ግንኙነት መስመር ላይ የስራ ግንኙነት ፈጥሬ ስልኬን ወይም ደግሞ ስማርት ፎኔን በመጠቀም ይህ የመስመር ላይ ስራን እንዳከናውን አስችሎኛል ማለት ነው። እናም ሰዎች እንግዲህ ይሄንን ብታደርጉ እጅግ በጣም አሪፍ ነገር ነው ማለት ነው። እናም ይህ አዳዲስ የስራ ግንኙነትን መፍጠር ብዙ ጠቀሜታዎች አሉት ማለት ነው። ለምሳሌ ገንዘብ ከማግኘትም በዘለለ የተለያዩ እውቀቶችን እና ክህሎቶችን ከሰው ላይ ለማግኘት የተለያዩ አዳዲስ የስራ ግንኙነቶችን መፍጠር ብዙ ጠቀሜታዎች እንዳሉት ለኔ ይታየኛል ማለት ነው። እና ሁላችሁም አዳዲስ የስራ ግንኙነቶች ልታደርጉ ይገባል አዳዲስ የስራ ግንኙነቶች ባደረጋችሁ ቁጥር እንግዲህ የተለያዩ ክህሎቶችን ለማዳበር ስለሚያስችሏችሁ እንደነዛ አይነት ስራዎችን እንድታደርጉ እጋብዛችኋለሁ። ከዚህም በዘለለ እንግዲህ ተእውቀት በዘለለም ብዙ ገንዘቦችን ለመምራት ወይም ደግሞ ብዙ ገንዘቦችን ለማግኘት የተለያዩ አዳዲስ የስራ ግንኙነቶችን መፍጠር ብዙ አይነት ጠቀሜታዎች ስለሚኖሩት ሁላችሁም እንደዚህ አይነት ነገር እንድታደርጉ እመክራችኋለሁ ማለት ነው። አዳዲስ የስራ ግንኙነቶች ስንል እንግዲህ ወይም መፍጠር ስንል በጥሩ ሁኔታ መፍጠር አስፈላጊ ነው ምክንያቱም መጥፎ የሆነን የስራ ግንኙነት የምናደርግ ከሆነ ስራችን እንዲበላሽ በስራችን ለረጅም ጊዜ አፍረን እንዳንቀጥል ስለሚያደርግ። ጥሩ የሆነ ግንኙነት ሊኖረን ይገባል። ከስራ ባልደረባ ጋር ጥሩ የሆነ ግንኙነት የማይኖረን ከሆነ በስራችን ላይ ውጤታማ ለመሆን እጅግ በጣም አዳጋች ስለሚሆን። ይህንን ልንቀርፈው እና ይህንን መጥፎ ነገር እንግዲህ ወደ ጥሩ ልንቀይረው ከሁላችን ጋር የሚጠበቅ ተግባር መሆኑ ሁላችንም ይህ አይነት ተግባር ልናከናውን ይገባል። እናም እኔ የምመክራችሁ ሁላችሁም ጥሩ የሆነ የስራ ግንኙነት ከጓደኞቻችሁ ጋር እንድትፈጥሩ እመክራችኋለሁ ማለት ነው። ምክንያቱም ይሄ በጣም አስፈላጊ እና ጥሩ የሆነ ነገር መኖሩ ሁላችንም ጥሩ የሆነ የስራ ግንኙነት ብንፈጠር በስራችን ላይ ውጤታማ እንድንሆን ህይወታችንን ቀለል አድርገን እንድንኖር ያስችለናል። እንግዲህ አዳዲስ የስራ ግንኙነቶች እኔ እንዲህ አይነት ጠቀሜታ ካላቸው ሁላችንም የስራ ግንኙነት ፈጥረን ስራችንን በቀልጣፋ እና አሪፍ በሆነ መንገድ እንድናስተናግድ ሁላችሁንም

ሰላም ሰላም ጤና ይስጥልኝ እንግዲህ በየትኛው ቀን ወደ ገብያ ትሄዳለህ? የሚለውን ጥያቄ ለመመለስ እወዳለሁ። እንግዲህ እኔ ብዙ ጊዜ ወደ ገብያ የምሄደው ባዓል ወይም ደግሞ ስራ በማይኖርበት ቀን ነው ማለት ነው። እንግዲህ ከእነዚህም ቀኖች መካከል ስመለከት እኔ ወደ ስራ የሚሄድበት ቀን እንግዲህ ብዙ ጊዜ ቅዳሜ ወይም ደግሞ የባለ እግዚአብሔር እንዲሁም የማርያም ቀን መሄድ በጣም ያስደስተኛል። እንዲህ ማለት በሃያ አንድ ቀን እንዲሁም ደግሞ እሁድ ቅዳሜ በሚሆንበትና በአስራ ዘጠኝም በሃያ ሰባት ቀኖች ወደ ገበያ መሄድ እጅግ በጣም ያስደስተኛል። ምክንያቱም እንግዲህ በነዚህ ቀኖች በእኛ አካባቢ ስራ ባለመኖሩም ምክንያት ማለት ነው። ስራ ቀን ስላልሆኑ በእነዚህ ቀኖች እንግዲህ ወደ ገበያ ስሄድ በጣም ደስ ይለኛል። ምክንያቱም በእነዚህ ቀኖች በዓል በመሆኑ ስራዬን ሳላቋርጥ ስለሆነ ወደ ገበያ የምሄደው በቀላሉ የፈለኩትን ነገር ገዝቼ ወይም ደግሞ ሽጬ እመጣለሁ ማለት ነው። እናም በእነዚህ ቀኖች ብዙ ጊዜ ወደ ገበያ እሄዳለሁ። ከዚህም በተጨማሪ እንግዲህ ስራዬን ከመቋረጥም በተጨማሪ ብዙ ሰው ወደ ገበያ የምሄደው በነዚህ ቀናት በመሆኑ የፈለኩትን እቃ ወይም ደግሞ መግዛት የፈለኩትን ነገር በቀላሉ ስለማገኝ። በነዚህ ቀን ወደ ገብያ መሄድ በጣም ለኔ ጥሩና በጣም ደስ የሚል ቀን ነው ማለት ነው። እንግዲህ ገበያም መሄድ ከሁላችንም ይጠበቃል ምክንያቱም ገበያ የተለያዩ ነገሮችን ለመሸጥ ያለንን ለመሸጥ እና የሌለን ለመግዛት። ስለሚያስችለን ሁሉም ሰው እንግዲህ ወደ ገበያ ይሄዳል ማለት ነው። ነገር ግን ወደ ገበያ የሚሄድበት ቀን የተለያየ ይሆናል። አንዳንዱ ቅዳሜ እሁድ የሚሄድ ሲሆን አንዳንዶቹ ደግሞ ሰኞ ማክሰኞ ሊሄዱ ይችላሉ ማለት ነው። እንግዲህ የገበያ ወደ ገበያ የምንሄድበት ቀን እንደ አካባቢያችን ሊወሰን ይችላል መማት ነው። ምክንያቱም አንዳንድ ገበያዎች እንግዲህ በተወሰኑ ቀናት ወይም ደግሞ ቋሚ በሆኑ ቀናት ተከፍለው የሚከናወኑ ገቢዎች ሊሆኑ ይችላሉ። ለምሳሌ ብንወስድ አካባቢ እነሆንታ የሚባል ገቢ አለ። ይህ ገቢያ እንግዲህ የሚከናወነው ብዙ ጊዜ ማክሰኞ ማክሰኞ ነው። እናም ሰው ብዙ ጊዜ የሚሄደው በዚች እለት ወይም ደግሞ በማክሰኞ ቀን ወደዚች ገበያ ይሄዳል ማለት ነው። እና ገበያ መሄድ እንግዲህ ጠሜታዎች አሉት ማለት ነው። እናም ሁላችንም ገበያ እንሄዳለን ማለት ነው። እንግዲህ ገበያ ስንሄድ ብዙ ነገር ልናገኝ እንችላለን የተለያዩ ነገሮችን ልንገዛ ወይም ደግሞ ልንሸጥ እንችላለን ማለት ነው። እና ገበያ እንደዚህ አይነት ጠቀሜታዎች ያሉት ማለት ነው። ያለገበያ ነገሮችን ለማከናወን እጅግ በጣም ከባድ ይሆናል ማለት ነው። ምክንያቱም የተለያዩ ነገሮችን ለመገበያየት ገበያ እጅግ በጣም ወሳኝና የአንድ ሀገር እድገት እንኳን ሊወስን ይችላል ተብሎ ይገመታል ማለት ነው። ምክንያቱም ገበያ ላይ ነው እያንዳንዱ ነገር የሚገናወነው እና ሁላችንም ይህንን ለማከናወን እንግዲህ ገበያ እንሄዳለን ማለት ነው። ምናምን ገበያ ስንሄድ የተለያዩ ጠቀሜታዎችን ልናገኝ ስለምንችል ብዙ ጊዜ ሁላችንም ወደ ገበያ እንሄዳለን ማለት ነው። ወደ ገበያ መሄድ እንግዲህ እንደየ ሰው እንደየ እድሜ ክልሉ እንዲሁም ደግሞ እንደ እያለን የስራ ሁኔታ ሊለያይ ይችላል። እንግዲህም ሲባል ነጋዴዎች ግን ከሆን ሁላችንም ሁሌም ገቢያ ልንሄድ እንችላለን ወይም ደግሞ እንደምንሄድ ይጠበቃል። በተለይ ደግሞ የተለያዩ ሸቀጣሸቀጦችን ከገበያ የምናመጣ ከሆነ እንግዲህ በገበያ ቀን ብዙ ጊዜ እንሄዳለን ማለት ነው። እና ደግሞ የተለያየ የቢሮ ስራ የምንሰራው ከሆነ ገበያ ለመሄድ እጅግ በጣም ከባድ ይሆንብናል ማለት ነው። ምክንያቱም ቢሮ ውስጥ እንግዲህ በየቀኑ የግድ ስራ መስራት ስለሚኖርብን ይህንን ቢሮ ወይም ደግሞ የቢሮ ስራችንን ለቀን ለመሄድ በጣም አደጋች ስለሚሆን ሁላችንም እንግዲህ የቢሮ የቢሮ ሰራተኞች ከሆን ከወር አንድ ጊዜ ቀን ጠብቀን ስራ በማይሆኑበት ሰዓት ልንሄድ እንችላለን ማለት ነው። እናም እንግዲህ ወደ ገበያ የምነድበት ቀን እንግዲህ የተለያየ ነው። እንደየ ገቢያው አይነት ወይም ደግሞ በአካባቢው ላይ እንዳለው የገበያ አይነት ብዙ ጊዜ ግን የሚካሄደው ቅዳሜ ቅዳሜ በሁሉም አካባቢዎች ገበያ ሲካሄድ ይታያል። የሚሆንበት እንግዲህ ቅዳሜ በዓል ወይም ደግሞ ብዙ ጊዜ ስራ የማይሰራበት ቀን በመሆኑ ብዙ ጊዜ ቅዳሜ ቅዳሜ ወደ ገበያ ሰዎች ሲሄዱ እናያለን። እንግዲህ እኛ አካባቢ የአብዛኛው ሰው በግብርና ወይም ደግሞ አርሶ አደር በሚባለው የስራ እንቅስቃሴ ውስጥ ስለተሰማራ ብዙ ጊዜ የሚሄደው በበዓል ቀን ነው ማለት ነው። በተለይም የወር የወር በዓል ስራ በማይሰራባቸው ቀናት ከብዙ ሰዎች ወደ ገበያ ይተማሉ

ሰላም ሰላም ጤና ይስጥልኝ እንግዲህ መስኮትህን ክፍት ትተዋለህ? የሚለውን ጥያቄ ምላሽ ልሰጣችሁ እወዳለሁ ማለት ነው። እንግዲህ እኔ ያው ብዙ ጊዜ መስኮቴን ክፍት እተዋለሁ ማለት ነው። ምክንያቱም መስኮቴን ክፍት የምተውበት ምክንያትም እንግዲህ ቤት ውስጥ ከፍተኛ ሙቀት በመኖሩ ምክንያት አብዛኛውን ጊዜ እንግዲህ ቤቴን ክፍት አድርጌ መቀመጥ ያስደስተኛል ማለት ነው። ነገር ግን ቤቴን ክፍት አድርጌ የምቆይ የምተውበት ምክንያት ብዙ ጊዜ እንደ አየር ንብረት ሁኔታ ይወሰናል ማለት ነው። አዎ ክፍት እተዋለሁ ያልኩበትን ምክንያት ብዙ ጊዜ ወይኛ አካባቢ ላይ ያለው የአየር ኑረት ሞቃት በመሆኑ ምክንያት ቤቴን ክፍት አድርጌ ብዙ ጊዜ እቀመጣለሁ ማለት ነው። እናም እንግዲህ መስኮትን ክፍት አድርጎ መቀመጥ ሁኔታዎች ይወስኑናል ማለት ነው። ወይም ማለት የአየር ንብረቱ ወይም ደግሞ የአየር ጸባው እጅግ በጣም ሁኔታዎችን ይወስነዋል ማለት ነው። እንግዲህ በተጨማሪ ደግሞ በአካባቢው ላይ ያለው ሁኔታ ያ ማለት የጸጥታ ሁኔታ በከፍተኛ የሆነ ጫጫታ ወይም ደግሞ ከውጪ መጥፎ የሚረብሽ ነገር የሚሆን ከሆነ እንግዲህ መስኮቴን ዝግ አደርገዋለሁ ማለት ነው። ምክንያቱም ያ ድምጽ በመስኮቱ በቀላሉ ገብቶ ስለሚረብሸኝ በተለይም ደግሞ በማጠናበትና ጸጥታ ጸጥተኛ የሆነ ጸጥታን በመጠበቅ የሚሰሩ የስራ አይነቶች ከሆኑ ብዙ ጊዜ እንግዲህ መስኮትን ዝግ እናደርጋለን ማለት ነው። ነገር ግን ሙቀት በሚሆንበትና ለመዝናናት ወይም ደግሞ ውጪ ላይ ያለው ድባብ በጣም አሪፍ በሚሆንበት ጊዜ መስኮትን ክፍት አድርጌ የምቀመጥበት ሁኔታ አለ ማለት ነው። እናም በአጠቃላይ እንግዲህ መስኮትህን ክፍት አድርገህ ትቀመጣለህ ለሚለው ምላሽ ለመስጠት ከተፈለገ ሁኔታዎች የአየር ንብረቱ ውጪ ላይ ያለው ያለው ሁኔታ እንዲሁም ደግሞ የምንሰራው የስራ ፀባይ ወይም ደግሞ የስራ አይነት ይወስነናል ማለት ነው። እንዲሁም ደግሞ እንደየሰዎች ሊለያይ ይችላል አንዳንድ ሰዎች በመስኮት ዳር ተቀምጠው መስኮት ክፍት አድርገው መቀመጥ እጅግ በጣም ያሰደስታቸዋል ማለት ነው። ይሄ ማለት ቤት ውስጥ የምናደርገው ማለታችን ሲሆን እንግዲህ ከዚህም በዘለለ ደግሞ በትራንስፖርት ስንጓዝ ወይም ደግሞ በመኪና ስንሄድ ማለት ነው። በመስኮት ዳር መቀመጥ በጣም ደስ ይለኛልናም ይህም የምሆንበት ምክንያት እንግዲህ መስኮት ከፍቶ በመስኮት የተለያዩ ነገሮችን አካባቢዎችን እየቃኙ መሄድ እጅግ በጣም የሚያስደስተኝ በመሆኑ ነው። ከዚህም በዘለለ እንግዲህ በመስኮት ደር ደርበ መሆን በተለይም መኪና ውስጥ ሰዎች ይጭንቅንቅ ብለው ስለሚጫኑ ማለት ነው። እናም ሙቀት ውስጥ ላይ ስለሚኖር በዛ ላይ አየር ለመቀፈል ስለሚያመቸኝ በመስኮት ዳር ተቀምጬ መስኮቱን ተቀቅቼ ቁጭ ማለት እጅግ በጣም ያስደስተኛል ይህም የሚሆንበት ምክንያት ብዙ ጊዜ በትራንስፖር ስፖርት ሙቀት ይኖራል ማለት ነው። ህግ ነገር ግን የአየር ኑሮቱ ዝናባማ ወይም ደግሞ በጣም ብርድ የሚሆን ከሆነ መስኮቱን ዘግቼ መጋረጃውን መችናው ላይ ያለውን መጋረጃ አጥርቄ እቀመጣለሁ ማለት ነው። እንግዲህ ሰዎች እንደየሁኔታቸው መስኮትን እንዲሁም ደግሞ እንደሚሰሩት የስራ አይነት እንደ አካባቢው ሁኔታ እንደ አየር ንብረቱ ሁኔታ መስኮትን ክፍት የማድረግ ወይም ደግሞ መስኮትን የመዝጋት ዝንባሌ ይለያያል ማለት ነውና። እንግዲህ ጠቅለል ሲል ይህንን መስኮት ክፍት ታደርጋለህ? ለሚለው ጥያቄ የመመለስ ከሆነ አዎ ነገር ግን ሁኔታዎች ይወስኑኛል የሚል ይሆናል ምላሽ ማለት ነው። ብዙውን ጊዜ እኛ አካባቢ ሞቃት ስለሚሆን ብዙ ጊዜ መስኮትን ከፍቶ የመቀመጥ ቤት ውስጥም እንደዚሁ መስኮትን ዘግቶ ከፍት አድርጎ የመቀመጥ ሁኔታዎች ይታያሉ ከዛም በዘለለ ትራንስፖርት ላይም እንኳን እንዲሁ መስኮትን ክፍት ማድረግ ብዙ ጊዜ ይታያል ማለት ነው። ይሄ የሆነበት እንግዲህ እኛ አካባቢ ያለው የአየር ንብረት ሁኔታ ወይም ደግሞ የአየር ፀባይ ሞቅ ያለ በመሆኑ ነው ማለት ነው። እና ሁላችንም እንደየአካባቢያችን እየተለያየ ቢሆንም ወይም ደግሞ እንደ አየር ጸበው የተለያየ ቢሆንም አብዛኞቻችን በሚባል ደረጃ መስኮትን ክፍት አድርገን መንቀሳቀስም ሆነ መቀመጥ ያስደስተናል። እንግዲህ መስኮቶች አብዛኛውን ጊዜ እምንተኛበት ወይም ደግሞ በመኝታ እኛ በመኝታ ቦታዎች አካባቢው መስኮቶች ይገኛሉ። እነዚህ መስኮቶች እንግዲህ ስንተኛ ወይም ደግሞ በተለይ ማታ ማታ እዚህ ጊዜ ነው የምናደርጋቸው የሆነበት ምክንያቱም ለጤንነታችን ወይም ደግሞ ደህንነታችን እጅግ በጣም አስፈላጊ ስለሆነ ነው። ማታ እንግዲህ ከፍተኛ የሆነ ውድጅም አለ ማለት ነው። እና ይህንን ብርድ ለመከላከል መስኮቱን እዚህ አድርገን እንተኛለን እንዲሁም ደግሞ ከሌላ ወይም ደግሞ መጥፎ ነገር በመስኮት እንዳይከሰትብን ለማድረግ ይህንን ሁኔታ ለመቀነስ እንግዲህ በመስኮታችንም ዝግ የምናደርገው

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ጥያቄውም የጨረቃ ብርሃን ትወዳለህ የሚል ነው ማለት ነው። አዎ የጨረቃ ብርሃን እወዳለሁ። ምክንያቱም ይህ የጨረቃ ብርሃን እንግዲህ ማታቴ የምትወጣ እጅግ በጣም ውቭ የሆነች የተፈጥሮ የፀሀይ ወይም ደግሞ የብርሃን አመንጭ አካል ናት ማለት ነውና። ይቺን ጨረቃም በከፍተኛ ሁኔታ መስማት ያስደስተኛል። ምክንያቱም ይቺን ጨረቃ እንግዲህ በምንሰማበት ጊዜ ማለት ነው። በምናይበት ጊዜ ይቺ ጨረቃ ተመጣጣኝ የሆነ ብርሃን ያላትና እጅግ በጣም ይምታቃጥል ደስ የምትል በመሆኗ። በዚህ ወቅት እንግዲህ የተለያዩ ነገሮችን ማከናወን በጣም ደስ ይለኛል ማለት ነው። ምክንያቱም በዚህ ሰዓት ጨረቃን መመልከት በጣም ደስ ይለኛል ማለት ነው። ምክንያቱም የአየር ንብረቱም እንግዲህ ተመጣጣኝ የሆነ በጣም የማይቀዘቅዝ በጣም የማይሞቅ በመሆኑ በዚህ ሰዓት እንግዲህ ጨረቃን ብርሃን መመልከት በጣም ደስ ይለኛል። እናም እንግዲህ ጨረቃን ከመውደድ የሚተነሳ ሌሊት በመነሳት ማለት ነው ወይም ደግሞ ማታ ላይ ጨረቃ በምትኖሩበት ጊዜ ቁጭ ብዬ በታዛ ወንበር ላይ ተቀምጬ መመሰጥ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም ተፈጥሮን ማድነቅ እጅግ በጣም ደስ ይለኛል። እንግዲህ ጨረቃን እየተመለከትኩ የእግዚአብሔርን ፍጥርት ወይም ደግሞ የእግዚአብሔርን አፈጣጠር ሁኔታ እያደነቅኩኝ ነገሮችን በተመስጦ መመልከት እጅግ በጣም ደስ ይለኛል ማለት ነው። እንግዲህ ጨረቃ ማለት ብርሃንን የምታመነጨው ከፀሀይ ላይ ቀን ቀን ስታጠራቅም ፍሟን እንግዲህ ማታ ለሰው ልጆች ወይም ደግሞ በመሬት ላሉ ነገሮች ጨረቃን መስጠት ማለትም ጨረቃ ለሰው ልጆች ወይም ደግሞ ለተለያዩ በመሬት ላይ ላሉ ነገሩ ሁሉ ብርሃንን ትሰጣለች ማለት ነው። እና የጨረቃ ብርሃን ማየት በጣም ያስደስተኛል። ይህም የሆነበት ምክንያት እንግዲህ የፀሀይ ብርሃንን ማየት እጅግ በጣም ከባድ ነው። ምክንያቱም ፀሀዋ የምታቃጥል ወይም ደግሞ ጨረሯ በአይን ውስጥ ከተባይን በአይናችን ለማየት የማያስችል እጅግ በጣም አይንን የሚወጋ ነው ማለት ነው። የጨረቃ ብርሃን ስናይ ግን መካከለኛ በመሆኗ ሙሉ በሙሉ ጨረቃን ማየት እና የጨረቃ ላይ ያሉ ነገሮችን በማየት መደሰት ወይም ደግሞ የጨረቃን አሰራር ፈጣሪ እንዴት አድርጎ እደሰራት እያየን መገርምና መደነቅ ያስችለናል ማለት ነው። እናም በአጠቃላይ እንግዲህ የጨረቃ ብርሃን ማየት እጅግ በጣም ያስደስተኛል። ብዙ ሰው እንግዲህ የጨረቃ ብርሃኑን ማየት እንደሚያስደስተው ተስፋ አደርጋለሁ። ምክንያቱም እንግዲህ እኔ በጨረቃ ወክ ወይም ደግሞ ወጥቼ የተለያዩ ተግባራት በማከናወኑበት ጊዜ ሰዎች ይሄንን ብትሉ ሰዎችን አያለሁ። እንግዲህ ግማሾቹ በጨረቃ ስፖርት ሲሰሩ እናያለን። ይህን የሆንበት እንግዲህ በጨረቃ ሰዓት ከፍተኛ ወይም ደግሞ ተመጣጣኝ የሆነ ሙቀት በመኖሩ የተለያዩ የስፖርት እንቅስቃሴዎችን ለማድረግ እጅግ በጣም ምቹ ሁኔታን ይፈጥራል ማለት ነው። ነገር ግን በፀሀይ ለመስራት በጣም ከባድ ነው። ምክንያቱም ከፍተኛ የሆነ ሙቀት ስለሚፈጥር በእኛ ላይ ማለት ነው። እናም እንግዲህ ሁላችሁም እንደየሁኔታዎች ይሆናል ማለት ነው። እንግዲህ በጨረቃ አንዳንድ ሰዎች በጨረቃ ቁጭ ብለው ሲመሰጡ ወይም ደግሞ ቁጭ ብለው ተፈጥሮን እያደነቁ ሲያው እናያለን። አንዳንድ ሰዎች ደግሞ በጨረቃ እንግዲህ የተለያዩ ነገሮችን ሲያደርጉ እናያለን ለምሳሌ መጽሐፍ ሲያነቡ ልናይ እንችላለን ቁጭ ብለው ከታያቸው ማለት ነው። ከስልካቸው ሊሆን ይችላል እንዲሁም ደግሞ ቁጭ ብለው እንግዲህ በጨረቃ የተለያዩ ፊልም ሊመለከቱ ይችላሉ ማለት ነው። እናም እንግዲህ በጨረቃ የሚከናወሩ ተግባራት የተለያዩ ናቸው። እንደ ሰው አይነት እንዲሁም ደግሞ እንደ ሁኔታው በጨረቃ ብዙ ሰዎች የተለያየ ተግባራትን ሲያቀናውኑ እናያለን። እንደውም ደግሞ በጨረቃ እንግዲህ ስራም ሊሰራ ይችላል ማለት ነው። ምክንያቱም የጨረቃ ብርሃን ስራ ለመስራት ያስችለናል። ስለዚህም ስለሚያስችለን እንግዲህ በጨረቃ ስራ ሊሰራ ይችላል ማለት ነው። ከዛም በተጨማሪ አንዳንድ ሰዎች እንግዲህ በጨረቃ ጉዞ ሲያደርጉ እናያለን። ማለትም የጨረቃ ብርሃን በሚኖርበት ጊዜ በፈለጉት ቦታ ላይ በቀላሉ ለመድረስ ያስችላቸዋል ምክንያቱም ቀለል ከሆነ ሙቀት ስለሚኖር ማለት ነው። እናም በዚህ ሰዓት ጨረቃ በምትኖርበት ጊዜ ተመጣጣኝ የሆነ ሙቀት በመኖሩ ምክንያት ሰዎች የፈለጉት እርቀት ላይ በቀላሉ ለመጓዝ ያለ ድካም ለመሄድ ስለሚያስችላቸው እንግዲህ በጨረቃ ጉዞ ሲያደርጉ እናያለን ማለት ነው። በጨረቃ ብርሃን ተጠቅመው እናም አንዳንድ ሰዎች ደግሞ ጨረቃ ማየት የሚፈልጉ እንዲሁ ደግሞ ጨረቃ በምትወጣበት ጊዜ የተለያየ በሽታ የሚነሳባቸው ሰዎችም አሉ ማለት ነው። ነገር ግን አብዛኛው ሰው ጨረቃን ማየት እና በጨረቃ መደሰት የሚወድ ሰው ነው ማለት ነው። እናም እንግዲህ እንደሁኔታችን

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ። እንግዲህ ከአለቃህ ጋር ግንኙነትህ እንዴት ነው? የሚለውን ጥያቄ ምላሽ ልሰጣችሁ እወዳለሁ ማለት ነው። እንግዲህ፦ ከአለቃህ ጋር ያለኝ የግንኙነት እጅግ በጣም አሪፍ የሆነ መልካም ግንኙነት ከሚባሉት ውስጥ ይመደባል ማለት ነው። እንግዲህ ከአለቃ ጋር የሚኖረን ግንኙነት ጥሩና አሪፍ ሊሆን ይገባል ምክንያቱም ከአለቃ ጋር የሚኖረን ግንኙነት ጥሩ ካልሆነ ስራችንን በአግባቡ ለማገናወን ስለሚያስችለን ከአለቃችን ጋር ያለን ግንኙነት መልካም እና ጥሩ የሆነ ግንኙነት ሊሆን ይገባል ማለት ነው። እንግዲህ ከአለቃችን ጋር ያለን ግንኙነት የኔ በተለይ ያለኝ ግንኙነት እጅግ በጣም ያማረና ከአለቃዬ ጋር እጅግ በጣም የምንግባባ አለቃዬን በጣም የምወደው አይነት ሰው እሱም እኔን የሚወደኝ ነው ማለት ነው። እንግዲህ ከአለቃ ጋር መግባባት ብዙ ጠቀሜታዎች አሉት ማለት ነው። እንግዲህ የተለያየ የስራ እድገቶችንም የምናገኘው በአለቃችን በመሆኑ ከአለቃችን ጋር መልካም ቅንኙነት ወይም ደግሞ ጥሩ የሆነ ግንኙነት ሊኖረን ይገባል ማለት ነው። እንግዲህ አንዳንድ ሰዎች ካለቃቸው ጋር መጥፎ የሆነ ግንኙነት ሲያካሂዱ እናያለን ይህ መጥፎ ግንኙነት ደግሞ እጅግ በጣም ለስራችን አደገኛ ነው ማለት ነው። ከስራ እስከመባረር ድረስ ሊያደርሰን ይችላል ማለት ነው። እናም ከስራ ከአለቃ ጋር ያለን ግንኙነት ጥሩና መልካም ሊሆን ይገባል ማለት ነው። ከአለቃችን ጋር ያለን ቅንኙነት ቅሪርብ በጣም የተቀራረበ ሊሆን ይችላል በተለይ እኔ አሁን የማደርገው ከአለቃዬ ጋር ያለ የግኑኝነት ልክ እንደ ጓደኛ ወይም ደግሞ እንደ ስራ ባልደረባ አይነት ያለ ግንኙነት ነው ወይም ባካሄደው ማለት ነው። ምክይጣልም ይህ ግንኙነት በስራዬ ላይ ከፍተኛ የሆነ ጥቅም ይሰጣል ስለሚሰጠኝ በስራዬ ስራዬን ለማሻሻል እንግዲህ ከአለቃዬ ጋር ያለኝ ጥሩ ይገባል ማለት ነው። ይህ ካልሆነ እንግዲህ በጣም ስራን በቀላሉ ለማከናወን በጣም ከባድ ስለሚሆን ከአለቃ ጋር ያለን ግንኙነት አሪፍና ጥሩ የሆነ ሊሆን ይገባል ማለት ነው። እናም እኔም የሚመክራችሁ ከአለቃችሁ ጋር ያላችሁ ግኑኝነት መልካምና ጥሩ ሊሆን ይገባል የሚል ነው ማለት ነው። እና ከአለቃችን ጋር ያለን ግንኙነት ልክ እንደኔ ሁላችሁም ጥሩ እንዲሆን እመክራችኋለሁ፦ ምክንያቱም ከአለቃ ጋር ያለን ግንኙነት መጥፎ ከሆነ ስራዎችን በቀላሉ ለማከናውን እጅግ በጣም የከፋ ስለሚሆንብን ነው ማለት ነው። እናም እኔ የምመክራችሁ ከአለቃ ጋር ያላችሁ ግንኙነት ጥሩና መልካም የሆነ ሌላ እንደሚገባ ነው ማለት ነው። እናም ይህ መልካም ግንኙነት ከአለቃችን ጋር የማናደርግ ከሆነ ስራችንን በቀላሉ ለማከናወን እጅግ በጣም ስለሚያስቸግረን ሁላችንም ከአለቃችን ጋር ያለን ግንኙነት መልካምና ጥሩ ሊሆን ይገባል የሚል እምነት አለኝ ማለት ነው። እና ምን ይሄ ከአለቃዬ ጋር መልካም ግንኙነት ያለኝ በመሆኑ ስራዬን እንግዲህ ሁሌ እድገት እያደረኩ ነው የማሄደው ማለት ነው። ምክንያቱም እድገቱን የሚሰጠን ያለን የስራ ብቃት እንዲሁም ደግሞ ከአለቃ ጋር ያለን ግንኙነት ነው። ከአለቃ ጋር ያለን ግንኙነት መጥፎ ከሆነ እንግዲህ ጥሩ የስራ ብቃት ወይም ደግሞ ጥሩ የስራ አፈጻጸም ቢኖረንም እንኳን አለቃችን የስራ እድገትን ሊያደርግልን ይችላል ማለት ነው። ምክንያቱም በስራችን ውስጥ ከሚደረጉ ወይም ደግሞ ለስራ እድገት ከሚያስፈልጉ ነገሮች መካከል እንግዲህ ፀብያችን እጅግ በጣም ወሳኝ የሆነን ሚና ይጫወታል ማለት ነው። ምክንያቱም መጥፎ የሆነ የስራ ስነ ምግባር ያለው ሰው እድገት ሊያደርግ አይገባም። እንግዲህ ብዙ ሰዎች በስራ ምክንያት ማለትም በጸባይ ምክንያት ከስራቸው ሲፈነገሩ እንዲሁም ደግሞ የስራ እድገትን ሲያጡ እንደውም ወደ ታች ከስራ ወደ ታች ሲወርዱ እንኳን እንያለን ማለት ነው። እና ይህንን ላለማድረግ እንግዲህ ሁላችንም ከአለቃችን ጋር ጥሩ የሆነ ግንኙነት ሊኖረን ይገባል። ለምሳሌ አሁን ብናይ የክፍለ አለቃዬ ጋር ያለ የግንኙነት እጅግ በጣም አሪፍ ነው ማለት ነው። ያሬም መሆኑም እንግዲህ በክፍል ውስጥ ጥሩ የመማር ማስተማር ሂደት እንዲኖረኝ አድርጎልኛል። ለምሳሌ ከመምህር ጋር ግጭት ቢከሰትብኝ አለቃዬን በማናገር ይህ አለቃ ካስተማሯ ጋር ግንኙነት በመፍጠር ሁለታችንን በማስታረቅ ደረጃ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። እናም እንደዚህ አይነት ጥቅሞችን ለማግኘት እንግዲህ ከአለቃ ጋር ጥሩ የሆነ ግንኙነት ልናደርግና ልናከናውነው ይገባናል ማለት ነው። ሁላችንም እንግዲህ እንደዚህ አይነት ነገር እንድታደርጉ እመክራለሁ ማለት ነው። ምክንያቱም ከአለቃ ጋር የሚደረግ ግንኙነት መልካምና ጥሩ የሆነ ግንኙነት ሊሆን ይገባል። ስራችንን ፈቅደን ወደን እንድንሰራ ከአለቃችን ጋር ያለን ግንኙነት ጥሩ ሊሆን ይገባል ካልሆነ ግን ከአለቃችን ጋር መጥፎ የሆነ ግንኙነት የምናካሂድ ከሆነ ስራችንን በአሪፉ ለማከናወን እንቸገራለን እና እኔ የምመክራችሁ ሁላችሁም እንደገኝ መልካም የስራ ስነምግባር ወይም ደግሞ ጥሩ

ሰላም ሰላም ጤና ይስጥልኝ እንግዲህ የምትወደው ሬስቶራንት የት ነው? ለሚለው ጥያቄ ምላሽ ለመመለስ እወዳለሁ ማለት ነው። እንግዲህ እኔ የምወደው ሬስቶራንት የሚገኘው እንግዲህ ሀዋሳ አካባቢ ያለ ሬስቶራንት በተለይም ፍቅር ሀይቅ ከሚባለው አካባቢ ያለው ሬስቶራንት ለኔ እጅግ በጣም የምወደው ሬስቶራንት ነው። እንግዲህ ይሄን የወደድኩበት የራሴ የሆነ ምክንያት አለኝ ማለት ነው። ምክንያቱም ይህ ሬስቶራንት እኔ የምወደው የሆነበት ምክንያት ምንድነው? ከተባለ ይህ ሬስቶራንት እንግዲህ ብዙ ጊዜ አሳዎች የሚገኙበት ነው ማለት ነው። እናም ይህ ሬስቶራንት እንግዲህ የተለያዩ አሳዎችን የማገኝበት ደግሞ ይህንን ሬስቶራንት እንድወደው አድርጎኛል ማለት ነው። ምክንያቱም ይህ ሬስቶራንት እንግዲህ አሳዎችን በርከሽ ዋጋ መግዛት የምንችልበት በመሆኑ ይህንን ሬስቶራንት እንድወደው አድርጎኛል። ይህን ሬስቶራንት የወደድኩበትም ሌላኛው ምክንያት ደግሞ ይህ ሬስቶራንት እንግዲህ በጣም ከፍተኛ የሆነ የመዝናኛ ቦታዎች አሉበት በመሆኑ በቀላሉ እዛ ሀይቅ ላይ መዝናናት የምንችል መሆኑ እንግዲህ ሌላኛው ምክንያት ይሄ ነው ማለት ነው። ሰዎች እንግዲህ የሚወዱት ሬስቶራንት እንደየሰዎቹ ሊለያይ ይችላል ማለት ነው። ይሄ የሆነበትም ዋናኛ ምክንያት ማለት ነው። ሬስቶራንቱ ሰዎቹ የሚመገቡት ምግብ ሬስቶራንቱ ላይ በከፍተኛ ሁኔታ የሚገኝና በርካሽ የሚገኝ ከሆነ ሰዎቹ እንግዲህ ሬስቶራንቱን የሚመርጡበት ሁኔታ ሊኖር ይችላል ማለት ነው። እናም በአጠቃላይ እንግዲህ ከዚህም በተጨማሪ ደግሞ ባህርዳር ላይ የሚገኘው ሬስቶራንት እንዲሁ በጣም ደስ የሚለኝ ሬስቶራንት ነው። ይሄ የሆነበትም ምክንያት እንግዲህ እኔ አሳ አወዳለሁ ማለት ነው። በከፍተኛው ሁኔታ አሳ የምወድ በመሆኑ እንግዲህ እንደዛ አይነት አካባቢዎች ላይ ሬስቶራንት ላይ ማለት ነው አሳ የሚኖር በመሆኑ አሳውን በቀላሉ የማገኝበት ሁኔታ ስላለ ማለት ነው። ይህንን ሬስቶራንት እንድመርጠው ምክንያት ሊሆን አስችሎኛል ማለት ነው። ምክንያቱም እንግዲህ ይህ ሬስቶራንት የመረጥኩበት ምክንያት አሳዎች ስለሚገኙና የተለያዩ መዝናኛ ቦታዎች ስላሉ ነው ማለት ነው። እናም ጠቅለል ሲል እንግዲህ የምንመርጠው ሬስቶራንት እንደየፍላጎታችን ወይም ደግሞ እንደያለን የምግብ ፍላጎት የምግብ ፍላጎታችን ወይም ደግሞ የምንመርጠው አይነት የምግብ እዛ የሚገኝ ከሆነ ይህንን ሬስቶራንት እንድንመርጥ ምክንያት ሊኖረን ይችላል ከዚህም በተጨማሪ ሌሎችም ምክንያቶቹ ሊኖሩ ይችላሉ ማለት ነው። ከምክንያቶቹ መካከል እንግዲህ የሬስቶራንቱ አጠቃላይ ውበት እንዲሁም ደግሞ በሬስቶራንቱ ላይ ያሉ ነገሮች የሚወስኑት ይሆናሉ ማለት ነው። ይሄም ስንል እንግዲህ በሬስቶራንቱ ያሉ ከአስተናጋጆች ጀምረን ብንወስድ ለምሳሌ ያንን እንግዲህ ስለ የሚኖራቸው ወይም ደግሞ ለአስተናጋጆቹ ያላቸው ፍቅር ያላቸው እንክብካቤ የሚወሰን ይሆናል ማለት ነው። እንግዲህ በአጠቃላይ እኔ የምወደው ሬስቶራንት በተለይ ሀይቅ ዳርቻ ላይ ያለ ሬስቶራንት እጅግ በጣም ለኔ ስሜት የሚሰጥና የምወደው አይነት ነው ማለት ነው። ምክንያቱም ይሄ የሆነበት ምክንያት እንግዲህ የተለያዩ ሬስቶራንቶች ብዙ አይነት መዝናኛ ቦታዎች አሏቸው ለምሳሌ ከዚህ ሬስቶራንት ተነስቼ በቀላሉ ሀይቁ ላይ ሄጄ የመዝናናት ብቃት ወይም ደግሞ መዝናናት ስለሚያስችለኝ ነው ማለት ነው። እናም ጠቅለል ሲል እንግዲህ የተለያዩ ሬስቶራንቶችን እወዳለሁኝ ማለት ነው። ይህ የሆነበት ምክንያት እንግዲህ የምወደው የሬስቶራንት አይነት እንዲወሰን አድርጎኛል ማለት ነው። በአጠቃላይ እንግዲህ የተለያየ ሰዎች የተለያየ ምርጫ ሊኖራቸው ይችላል ማለት ነው። ይህ የሆነበትም ምክንያት የተለያዩ ነገሮችን ከሚጠብቁት በሚጠብቁት መንገድ የሚያገኙ ከሆነ እንግዲህ የተለያዩ ሰዎች የተለያየ ነገርን ሊከተሉ ይችላሉ ማለት ነው። በምርጫቸው ላይ ለምሳሌ ያለው የሰላም ሁኔታ ያለው የጸጥታ እንዲሁም ደግሞ የአስተናጋጆች ሰዎችን ከማስተናገድ ረገድ ያለችው ብቃትን በተመለከተ ሊሆን ይችላል ማለት ነው። እንግዲህ ጠቅለል ሲል የምንመርጠው የሬስቶራንት እንደየ ፍላጎታችን ወይም ደግሞ እንደየ ሰዎቹ ሊለያይ ይችላል ማለት ነው። እንግዲህ እንደ እድሜ ደረጃችንም የስራ ሁኔታችን ወይም ደግሞ የስራ ደረጃችንም የምንመርጠውን ሬስቶራንት እንግዲህ ምርጫ ሊወስን ይችላል ማለት ነው። ይህ ሲባልም እንግዲህ ለምሳሌ እኛ የተለያየ ህፃናት ከሆንን ማለት ነው የምንፈልገው እንግዲህ የህፃናት ምግብ በከፍተኛ ሁኔታ የሚገኝበትን ቦታ ልንፈልግ እንችላለን ማለት ነው። እንዲሁም ደግሞ ትልቆች ከሆንን ለትላልቆች የሚሆን ምግብ የሚኖር ከሆነ ሬስቶራንቱን እንትን

ሰላም ሰላም ጤና ይስጥልኝ አመሰግናለሁ በቀን ስንት ሰዓት ስልክ ትጠቀማለህ የሚለውን ጥያቄ ምላሽ ለመስጠት እወዳለሁ። እንግዲህ የኔ በቀን የምጠቀመው ሰዓት እንግዲህ ስልክ የምጠቀመው ሰዓት በቀን እስከ አስር ሰዓት የሚሆን ወይም ደግሞ ማለትም ከቀን ብቻ ከሆነ ማለትም ከሃያ አራት ሰዓት ውስጥ ከሆነ አስራ ሁለት ሰዓት የሚሆነውን እጠቀማለሁ ማለት ነው። እንዲሁም ደግሞ ቀን ብቻ ማለትም ከአስራ ሁለት ሰዓት ውስጥ ያለውን ከሆነ ግን እስከ ስድስት ሰዓት የሚሆነውን ወይም ደግሞ ግማሽ የሚሆነውን የሰዓት መጠን እንግዲህ እኔ ስልክ በመነካካት እጠቀማለሁኝ ማለት ነው። ይህ የሆነበትም ምክንያት እንግዲህ እያንዳንዱን ተግባሬን የማከናውነው በስልክ በመሆኑ እንግዲህ ስልክ የምጠቀምበትም መጠን እንደዚሁ ከስራዬ ሁኔታ ጋር የተገናኘ በመሆኑ ማለት ነው ስልኬን በከፍተኛ ሁኔታ እጠቀመዋለሁ ማለት ነው። ምክንያቱም የተለያዩ ነገሮች የሚላኩልኝ በስልኬ በኪል ነው። እንግዲህ ከስልኬ ላይ የነዚህን ነገሮችን እጠቀማለሁኝ ማለት ነው። ወይም ደግሞ ስልኬን እስከ ግማሽ ቀን የሚሆነውን ስልኬን እንግዲህ እጠቀማለሁኝ። አንዳንዱ ሰው እንግዲህ ስልኩን እንደውም ሙሉ ቀኑን ሙሉ ቀኑን ማለት በሚቻል ደረጃ ምሳ ሲበላ ብቻ ስልኩን ከእጁ የሚነቅል እንጂ ሌላውን ቀኑን እንግዲህ ስልክ በመነካካት ወይም ደግሞ የተለያዩ ነገሮችን ስልክ ላይ በማፍጠጥ ሲያሳልፍ እናያለን ማለት ነው። እናም በአጠቃላይ እንግዲህ እኔ የምጠቅመው ግማሽ የሚሆነውን ቀን ስልክ በመነካካት አሳልፈዋለሁ ማለት ነው። እንግዲህ ጤና ይስጥልኝ ሁላችሁም የምታሳልፉበት የቀናችሁን ስልካችሁን የምትጠቀሙበት የሰዓት መጠን ሊለያይ ይችላል። ሆኖም ግን ሁላችንም በሚባል ደረጃ በከፍተኛ የሆነ ይስልክ አጠቃቀም ይታይብናል የሚሆንበት ምክንያት እንግዲህ በአሁኑ ሰዓት ብዙ ጊዜ የተለያዩ ማህበራዊ ሚዲያዎች የምትላልፉት በስልክ በመሆኑ ስልካችንን በከፍተኛ ሁኔታ ስንጠቀም ይታያል ማለት ነው። እንግዲህ ስልክን በከፍተኛ ሁኔታ መጠቀም የራሱ የሆነ ኔጌቲቭ ወይም ደግሞ የራሱ የሆነ አሉታዊ ጉዳቶች ወይም ደግሞ ያሉት ቢሆንም እንግዲህ ስልክን መጠቀም ደግሞ የራሱ የሆነ ጥቅሜታዎችም አሉት ማለት ነው። ምክንያቱም በስልካችን የተለያዩ ነገሮችን መስራት በቀላሉ ማገኘት ስለምንችል ስልካችንን እንድንነካካ ረጅም ሰዓት እንድንጠቀም አስገድዶናል ማለት ነው። ከእነዚህ መካከል እንግዲህ በስልካችን የተለያዩ የመስመር ላይ ንቅናቄዎችን የምናጋሂድ መሆኑ እንዲሁም ደግሞ ስልካችንን ተጠቅመን ንፋፍ የምናነብበው መሆኑ ስልካችንን ተጠቅመን እንግዲህ የተለያዩ ማህበራዊ ሚዲያዎችን ማግኘት እና በነዛ መጠቀም የምንችል መረጃን ከነዛ ከስልካችን የምናገኝ ከመሆኑ እንግዲህ እንደዚህ እንደዚህ ምክኒያቶች ተደምረው እንግዲህ ስልካችንን ለረጅም ሰዓት እንድንጠቀም ምክንያት አድርገውታል ማለት ነው። እንግዲህ እነዚህ ምክንያቶች ስልካችንን በረዥሙ ደግሞ የሚያደርጉ ምክንያቶች ናቸው ስንል ስልካችንን እንግዲህ እንድንጠቀም የሚያስገድዱን ነገሮች ናቸው ማለት ነው። ለምሳሌ ቲክቶክ በማየት እንግዲህ ስልካችንን ለረጅም ሰዓት ወይም ደግሞ እንድንጠቀመው ያደርገናል ማለት ነው። እናም በአጠቃላይ እንግዲህ በአሁኑ ሰዓት ያለው ወጣት በተለይ ደግሞ ከስልኩ ጋር ሱሰኛ ሆኗል ማለት ነው። ይህ ስልካችንን በከፍተኛ ሁኔታ የምጠቀመው እንግዲህ ከጓደኛ ጋር ስንደዋወል እንደዚሁም ስልክ የምንጠቀም በመሆኑ ስልካችንን እንግዲህ ለረዥም ሰዓት እንጠቀማለን ብለን ልንመልስ እንችላለን ማለት ነው። ስልክን ለረዥም ሰዓት መጠቀም እንግዲህ ብዙ አይነት ጠቀሜታዎችም ሆነ ብዙ አይነት ጎዳ ጉዳት የሚያስከትሉ ጎኖች አሉት ማለት ነው። ምክንያቱም ስልካችንን ስንጠቀም እንግዲህ ከጊዜያችንም እያባከንን ነው ማለት ነው። ምክንያቱም ብዙ የሚሰራ ስራ ኖሮን ነገር ግን ስልክ ላይ አፍጥጠን የምንውል ከሆነ ስራችን እንዲሁ ሊቀር ይችላል ማለት ነው። ይህ ሲባል ግን በስራችን በስልካችን ስራ የማንሰራ ሰዎች በተለይም ደግሞ እንዲሁ ዝም ብለን በማይጠቅም ነገሮች ስልካችን ላይ ጊዜያችንን የምናባክን ሰዎች ከዚህ ነገር ልንወጣና ስልካችንን ለጥሩ ነገር ወይም ደግሞ ለስራ ልንጠቀመው ይገባል ማለት ነው። ያ ካልሆነ ግን ስልካችን እኛ ነው የሚጎዳንና ኪሰራ ውስጥ የሚከተን ነው ማለት ነው። ምክንያቱም ስልክ ለረጅም ሳዓት ስንጠቀም እንግዲህ የተለያዩ ኢንተርኔቶችን ለማግኘት ዳታ ወይም ደግሞ ዋይፋይ ያስፈልገናል ማለት ነው። ይህን ዳታ ዋይፋይ ወይም ደግሞ ኢንተርኔቱን ለማግኘት እንግዲህ ብዙ አይነት ወጪዎችን ልናወጣ እንችላለን ማለት ነው። ምክንያቱም ይሄ ለደታ የምናወጣው ብር እጅግ በጣም ከፍተኛ ነው

ሰላም ሰላም ጤና ይስጥልኝ እንግዲህ በስልክ ገንዘብ ትልካለህ የሚለውን ምላሽ ለመስጠት እወዳለሁ ዋው በስልክ ገንዘብ እልካለሁ። ምክንያቱም እንግዲህ አብዛኛው አሁን በተለይ አሁን ሰዓት ላይ የሰው ልጅ በጣም ስልኩን በከፍተኛ ሁኔታ ሲጠቀም ለተለያዩ ተግባራትና ክንውነቶች ሲያውል እንደ ልል ማለት ነው ይህ የሆነበትን ምክንያት እንግዲህ ዘመናዊነት በመስፋፋቱ ነው ማለት ነው። ምክንያቱም ስልክን መጠቀም እንግዲህ ዘመናዊነት ከሚባለው መካከል አንዱ ነው ማለት ነውና። ስልክህን ገንዘብ ለመላክ እንጠቀምበታለን ሞባይል ባንኪንግ የሚባለውን እንግዲህ ተግባር በመጠቀም ስልካችንን ተጠቅመን ማለት ነው። ባንክ ፊት መሄድ ሳይጠበቅብን ወይም ደግሞ ወደ ተለያየ ቦታ መሄድ ሳይጠበቅብን እቤታችን በመሆን ቀጥታ የገንዘብ ዝውውር ማድረግ እንዲችላለን ማለት ነው። እንግዲህ ገንዘብ ስንልክ ለቤተሰብ ለጓደኛ ወይም ደግሞ ለስራ ባልደረቦቻችን በስልካችን ተጠቅመን ገንዘብ ልንልክ እንችላለን ማለት ነው። ይህም ሲባል እንግዲህ ለገዛነው እቃ ገንዘብ ለመክፈል ሊሆን ይችላል እንደውም ደግሞ ያለብንን ብድር ገንዘብ ለመክፈል ሊሆን ይችላል። ከዚህም በተጨማሪ እንግዲህ ገንዘብ ለመበደርም እንዲሁ በሌላ ስልክ ተልኮልን እንቀበል እንችላለን ማለት ነው። በአጠቃላይ እንግዲህ በስልክ በመጠቀም ገንዘብ መዘዋወር እጅግ በጣም ብዙ ጠቀሜታዎች አሉት ማለት ነው። ምክንያቱም ጉልበታችንን ጊዜያችንን እንደውም ደግሞ ለትራንስፖርት የምናወጣውን ገቢም ወይም ደግሞ ገንዘብም እየቆጠብልናል ማለት ነው። በአጠቃላይ በስልክ መጠቀም ገንዘብን ምንልክ ከጥቅሙ ጉዳቶች እጅግ በጣም አይ ሚን ከጉዳቶች ጥቅሙ እጅግ በጣም ከፍተኛ ነው ማለት ነው። እና ይሄ በመሆኑም ሁሉም ሰው ሞባይል አፕሊኬሽን በመጠቀም ስልኩን በመጠቀም ገንዘብ መላላክ እጅግ በጣም ቀላል እና ቀን ጠፋ የሆነ መሆኑን ልነግራችሁ በዚህ እወዳለሁ ማለት ነው። እናም እኔ ስልኬን በመጠቀም ነው ገንዘብ የምላከው እንደውም ባንክ ቤት መሄድ ብዙ ጊዜ አሁን ከሄድኩ እጅግ በጣም ብዙ ጊዜ አስቆጥሬያለሁ ማለት ነው። ይሄ የሆነበት ምክንያት እንግዲህ ቀልጣፋና በአጭሩ የትም ሳንሄድ እንደውም ደግሞ ሳንደክም ገንዘብን መላክ የሚያስችል በመሆኑ ነው ማለት ነው። እና እንዳንተን የምነግራችሁ እንግዲህ ሁላችሁም ገንዘባችሁን ስትልኩ ስልክን ብትጠቀሙ ይልቅስ ከሌሎቹ ገንዘብን ከመላክና ከመቀበል አንፃር እጅግ በጣም ቀለልና ቁልፍታችሁን እንዲሁም ደግሞ ገንዘባችሁን ሰዓታቸውንም የሚቆጥብ በመሆኑ ሁላችሁም ይህንን ብታደርጉ ተጠቃሚ ትሆናላችሁ ብዬ አመኔታ አለኝ ማለት ነው። ለምሳሌ እኔ አሁን ከጓደኞቼ ወይም ደግሞ ከቤተሰቦቼ የሚላክልኝን ብር እነሱ ምንም እንኳን ስልክ የሌላቸው በመሆኑ ለሁለት ሰዓት በእግራቸው ወይም ደግሞ ለታክሲ ብር አውጥተው ሄደው ገንዘብ ይልካሉ ለኔ ማለት ነው። ይህ ግን ሰአታቸውንም ሆነ ገንዘባቸውን አባክኖባቸዋል ምክንያቱም እዛ ሁለት ሰዓት የሚያስኬድ ጎር መንገድ ላይ ሄደው ገንዘብ ልከው እስከሚመለሱ ድረስ ሌላ ስራ ማከናወን የሚችሉ ቢሆንም ነገር ግን አስገዳጅ ስለሆነባቸው ወይም ደግሞ ስልክ በጃቸው ባለመሆኑ የግዴታ በገንዘብ ወይም ደግሞ ትራንስፖርት ተጠቅመው ወይም ደግሞ በእግራቸው ሄደው ገንዘብ እንዲልኩ ተገዷል ማለት ነው። ነገር ግን እኔ ከቤቴ ቁጭ በማያ ብዬ የተለከልኝን ብር እንደውም ደግሞ ስልኬን በመለላክ እንግዲህ ምግቡ ስበላ ሊሆን ይችላል የተለያየ ነገር ስገዛ ሊሆን ይችላል እና የተለያየ የገንዘብ ዝውውሮችን በፊቴ በመሆን ስልኬን ተጠቅሜ በቀላሉ የገንዘብ ስውር መስራት እችላለሁ ማለት ነው። እናም በአጠቃላይ እንግዲህ የገንዘብ ዝውውርን ለመስራት እጅግ በጣም የስልክ ጠባ ስልክ ገንዘብን ማቀያየር እጅግ በጣም አስፈላጊ ነው። ምክንያቱም ደግሞ አንዳንድ ባንኮች እንግዲህ ስልክን ወይም ደግሞ ገንዘብ ስናዘዋውር በተለይ አሁን ገንዘብ ለማዘዋወር እጅግ በጣም እየከለከሉ ይገኛሉ ማለት ነው። ከዚህም በተጨማሪ እንግዲህ ሰዓትን ጊዜን እንደውም ገንዘቡን ከማባከንም በተጨማሪ ይህ ገንዘብን የማዘዋወር ሂደት እንግዲህ ስልክን በመጠቀም ከሆነ በማንኛውም ሰዓት በማንኛውም ቦታ ሆነን ስልካችንን በቀላሉ ተጠቅመን ገንዘብ ማዘዋወር ይቻላል ማለት ነው። ለምሳሌ ጥቅሙም አሪፍ ነው ያለበት በአካባቢያችን ባንክ ቤት የማይገኝ ከሆነ ስልካችንን ተጠቅመን የፈልግነው ሰው ላይ ገንዘብ መላክ እንችላለን። ነገር ግን ባንክ ቤት ሂደን ገንዘብ እንዲናዘዋወር ከሆነ የግዴታ ባንክ ቤት መኖር ግዴታ ይኖርበታል ማለት ነው። እናም ይሄም ሌላኛው ጥቅሙ ነው። ጉዳቱ ደግሞ እንግዲህ ገንዘብን ለማባከን እጅግ በጣም የምቹ ሁኔታ እንዲፈጥራልኝ ማለት በስልክ የምናዘዋውር ከሆነ እንግዲህ ስልክ በሪዎቻችን ላይ እንዳለ ይቆጥር ማለት ነው እና በቀላሉ ገንዘባችንን ላላስፈላጊ ነገር ያወጣን ልናውለው እንችላለን ማለት ነው። ከዚህ አንፃር እንግዲህ ጉዳቱ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለው እንግዲህ ቡና መፍጨት ታውቃለህ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ ለጥያቄው መልስ በተገቢ ሁኔታ ሳስቀምጥ አዎ ቡና መፍጨት አውቃለሁ ማለት ነው ምክንያቱም እንግዲህ ቡና መፍጨት ማለት ያው ቡና በጣም እወዳለው። በተለይም ደግሞ እኛ አካባቢ ላይ ቡና በከፍተኛ ሁኔታ ለጥቅምነት ወይም ደግሞ ለምግብነት ስለምንጠቀም ቡና መፍጨት የግዴታ ነው ማለት ነው። ምክንያቱም ቡናን ለማዘጋጀት ቡና መፈጨት ስላለበት ይህንኑ ቡና ለማዘጋጀት ወይም ደግሞ ለማፍላት የግዴታ ቡናን ስለሚፈጭና ይሄንን ቡናም የምፈጨው እኔ ነኝ ማለት ነው። ምክንያቱም አንዳንድ ጊዜ እህቴ ወይ እነ እህቴም ስለሌለች ስለሌሉ ቤት ውስጥ እናቴን ነች ያለችው ስራ እጅግ በሚበዛባትና በሚደክማት ጊዜ ቡና እያፈላው ስለማጠጣቸው ቤተ ሰቦቼን እናትና አባቴን ያው ቡና መፍጨት እችልበታለዉ። እንግዲህ ቡና የሚፈጨውኝ አካባቢ ሙቀጫ ተብሎ የሚጠራ ከእንጨት የሚዘጋጅ ነገር አለ ማለት ነው እና በዚህ እንጨት ላይ ውስጡ በተለያየ ነገር ተጎርጉሮ ከወጣ ቦኋላ ጎርጎርድ ይደረጋል ማለት ነው ከዚያም ደግሞ ዘነዘና ወይም ደግሞ የቡና ሞቀጫ የሚባል ግልገል ለእሱን በመጠቀም ቡናን መውቀጥ ማለት ነው። እንግዲህ እኛ ጋ ቡና ወቅጣል አለ የሚባለው ይሁን እንጂ ያው አላማው ተመሳሳይ ስለሆነ ቡና መፍጨትም ሆነ ቡና ወቀታ ተመሳሳይ የሆነ ትርጓሜ አላቸው ማለት ነው። እናም እንግዲህ ቡና በዚህ መልኩ ይፈጫል። እንግዲህ በዚህ መልኩ የሚፈጭ ቡናንም እኔ በቀላሉ ማዘጋጀት አውቅበታለው ማለት ነው። እንደተናገርኩት እንግዲህ ቤተሰብ ወይም ደግሞ እህቶቼ ባለቤት ውስጥ ባለመኖራቸው ምክንያት ቡናን እንድፈጭ እገደዳለው ማለት ነው። በመሆኑም ቡናውንም በአሪፍ ደቀቅ አርጌ ካላምኩኝ ቦኋላ ቡና አፍልቼ ቤተሰቦቼን አጠጣለሁ ማለት ነው። እናም እንግዲህ አብዛኛው ሰው በአሁኑ ሰዓት ቡና የማይጠጣ የለም ማለት ነው። ሁሉም ሰው ቡና ተጠቃሚ ነው ማለት ነው እናም ሁሉም ሰው ቡና ተጠቃሚ ተሆነ ታዲያ ቡና የግዴታ መፍጨት ይጠበቅበታል ማለት ነው። ምክንያቱም የሚወደውን እና የሚመኘውን ቡና ለመጠጣት እንዲሁ ጥሬው ወይም ደግሞ ቡናው ተቆልቶ ብቻ ለመፍላት ወይም ደግሞ ቡና የሚባለውን ነገር ለመጠጣት ማዘጋጀት ስለማይቻል የግዴታ ቡናው መፈጨት ወይም ደግሞ መወቀጥ ይኖርበታል ማለት ነው። ነገር ግን ከተማ አካባቢ ላይ እንግዲህ ቡና የሚፈጨው የቡና መፍጫ ማሽን ቀለል ያለች አለች ማለት ነው። እሷን በመጠቀም እንግዲህ ቡና ይፈጫል ማለት ነው ገጠራማው አካባቢ ግን እንዲህ አይነት ነገር እስካሁን አልተለመደም እስካሁንም የለም ማለት ነው እናም ይቺ ማሽን የተባለችዋ ነገር ባለመኖሯ ምክንያት እንግዲህ የግዴታ ቡና እንድንፈጭ እንገደዳለን ማለት ነው። እናም ይሄ መገደዳችን እና ቡናን ሁሌ የመፍጨታችን የቡና መፍጨት እውቀታችንን ጨምሮልናል ማለት ነው። እናም እንግዲህ ያው ቡና መፍጨትም ያው ቢሆን ሙያ ነውና እጅግ በጣም ደስ ይለኛል ማት ነው የቡና መፍጨት ብቃት ስላለኝ። እናም ሁላችሁም እንግዲህ የቡና መፍጨት ብቃት እንደሚኖራችሁ አብዛኛው በሚባል ደረጃ ማለት ነው ቡና የሚፈጭና ቡናን የሚጠቀም በመሆኑ ያው ሁሉም ሰው ይህንን ጥያቄ አዎ የሚል ይመስለኛል። ስለዚህም እንግዲህ ቡና መፍጨት ያው እንደተነገረው ቡናን ለማዘጋጀት ስለሚያገለግል ቡና መፍጨት ጥሩ ነው እንዳውም ማዘር እናቴ እንኳን ቡና በምታዘጋጅበት ጊዜ እሷ ቡናውን እያፈላች እኔ ቡናውን እፈጭላታለው። ምክንያቱም ያው እናቴ በእድሜዋ ገፋ ያለችና ደከም ያለች በመሆኗ እሷን እንዳይደክማት ስለምፈልግ እንግዲህ ቡናውን የምፈጨው እኔ ነኝ ማለት ነው። ምክንያቱም ይህ ቡና መፍጨት ትንሽ ጉልበትን የሚጠይቅና የሚያደክም ነገር ነው ማለት ነው። እንግዲህ ቡና መፍጫ ይኸው በብዙ መንገድ ሊዘጋጅ ይችላል እንደየአካባቢውና እንደየሀገሩ ሁኔታ እንዲሁም እንደየባህሉ የተለያየ የቡና መፍጫ ዘዴ ሊኖር ይችላል ምናልባትም ግማሹ በድንጋይ እንደ ሌሎች እንደ ክክ ምናምን ሊፈጩት ይችላሉ። እኛ አካባቢ ግን የተለመደው እንደተነገርኩ እንደነገርኳችሁ በሙቀጫ ነው ማለት ነው። እንግዲህ ሙቀጫ ብዙ ጊዜ ከእንጨት ይሰራል ማለት ነው። ከዚህም በተጨማሪ እንግዲህ ያው በፋብሪካ ወይም ደግሞ በተለያዩ ነገሮችን በመጠቀም ማለት ነው ከብረትም የሚሰራበት ሁኔታ አለ ማለት ነው። እንግዲህ ለቡና ሙቀጫ የሚያገለግል ራሱን የቻለ የብረት ሙቀጫ አለ ማለት ነው ይህ የብረት ሙቀጫ ግን በጣም አሪፍ ነው ማለት ነው ምክንያቱም ቡናው በቶሎ እንዲደቅ ያግዘናል ማለት ነው። እና እንግዲህ ያው ይሄ የብረት ሙቀጫ ግን እኛ አካባቢ ላይ ብዙም የለም አልተለመደም። ያው እኛው አዘጋጅተን ነው መሳሪያውን የምትጠቀም ይህ ብረት ግን የተለያዩ ማሽኖችን ተጠቅሞ ነው ይሄን ብረትን የሚያዘጋጀው እና የሚ ለቡና ምፍጫ የምናውለው ማለት ነው አመስ

ሰላም ሰላም ጤና ይስጥልኝ እኔ እጅግ በጣም ደህና ነኝ እናንተስ እንዴት ናችሁ? እንግዲህ የምታስታውሰው ጥሩ መምህር አለ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። ምላሼም አዎ የማስታውሰው ጥሩ መምህር አለ እንግዲህ የማስታውሰው ጥሩ መምህርም ያለው ታች ክላስ ባለውበት በተለይም ደግሞ ሁለተኛ ክፍል ባለውበት ሰዓት ያስተምረኝ እየነበረ መምህር ጋሽ አስነቀ ይባላልና ይህ መምህር ለኔ ባለውለታዬና ሁሌም የማረሰው አስተማሪዬ ነው ማለት ነው። ይህ አስተማሪ እንግዲህ ለአሁኑ እንግሊዘኛ በደንብ እንድጎብዝ ወይም ደግሞ እንግሊዘኛ ላይ ጎበዝ እንደሆነ አድርጎ የረዳኝ አስተማሪ ነው። ምክንያቱም ይህ አስተማሪ እንግዲህ እንግሊዘኛ በሚያስተምርበት ጊዜ ሲያርምልኝ እንኳን ደብተሬ ላይ በአማርኛ እየጻፈ እንዲሁም ደግሞ በእንግሊዘኛም እንድበረታ ያበረታታኝ የነበረ መምህር ስለሆነ ነው። እንግዲህ ሰው መምህርን የሚያስታውስበት የራሱ የሆነ ምክንያት ይኖራል ማለት ነው። እንግዲህ ጥሩ መምህራኖችን በተለይ ደግሞ እናስታውሳቸዋለን ማለት ነው ጥሩ መምህራኖችን የምናስታውሳቸው ባደረጉልን ጥሩ ነገር ባስተማሩንና በነገሩን በመከሩን ነገሮች ላይ ተንተርሰን እነዛን ጥሩ መምህራኖች በጣም እናስታውሳለን ማለት ነው። እንግዲህ ጥሩ መምህራኖች ለእኛ በጣም ብዙ የሆነ ለእኛ መለወጥ ብለው ብዙ ነገርን አድርገውልናል ማለት ነው። እናም እነዚህን መምህሮች ያው መቼም የማንረሳቸውና የምናስታውሳቸው መሆኑን ከወዲሁ እያስታወቅን እንግዲህ እኔ የማስታውሰው መምህር ይሄ ነው ማለት ነው። ይህንን መምህር እስካሁን ድረስ አልረሳውም ማለት ነው እና በጣም የምወደውና የማስታውሰው መምህሬ ነው ማለት ነው። ከዚህ በመቀጠል ደግሞ ሰባተኛ ክፍል ላይ እያለሁ የነበረችዋ የፊዚክስ አስተማሪንም መቼም አልረሳትም ማለት ነው። ይቺ አስተማሪ እንግዲህ ፊዚክስን መቶ እንዳመጣ አግዛኛለች ምክንያቱም በጥሩ ሁኔታ በምርጥ ሁኔታ ስላስተማረችኝ ትምህርቷን በአሪፍ ውጤት እንዳስመዘግብና ጥሩ ውጤት እንድሰራ አግዛኛለች ማለት ነው። እናም እንግዲህ መምህራኖችን በተለያየ ምክንያት እናስታውሳቸዋለን ማለት ነው። እናም ጥሩ መምህራኖች ሊታወሱና ሁሌም ከአእምሮአችን ልንረሳቸው የማይገቡ አስተማሪዎች ናቸው። ከእነዚህ ጥሩ አስተማሪዎች እንግዲህ ብዙ በጎ ነገርን እንወስዳለን ማለት ነው። ምክንያቱም ጥሩ አስተማሪዎች ጥሩ ሆነው እንደ ምሳሌ በመሆን የእነሱን እንትን በመያዝ ማለት ነው የነሱን ጥሩነት በመያዝ እኛም ደግሞ ነገ ስራ ላይ ስንወጣ ጥሩ ልንሆን ይገባል ማለት ነው። እንግዲህ ጥሩ አስተማሪዎች እንደዚህ እስካሁን ድረስ የሚታወሱና ትዝ የሚሉን ከሆነ እኛም ደግሞ በማንኛውም የስራ መስክ በምንሰማራበት ጊዜ ጥሩዎችና በሰው ዘንድ እንድንታወቅ የምንታወስ እንሆን ዘንድ ሁላችንም ከእያንዳንዳችን የሚጠበቅ ተግባር ነው ማለት ነው። እናም እንግዲህ እነዚህ አስተማሪዎች እስካሁን ድረስ ከአእምሮዬ አይጠፉም። ከበ በመቀጠል ደግሞ አስራ አስረኛ ክፍል እያለሁ ያስተማረኝን መምህር እንዲሁ የእንግሊዘኛ አስተማሪ ጋሽ ማማሩ ይባላልና ይህ አስተማሪንም መቼም አረሳውም ምክንያቱም ይህ አስተማሪ እጅግ በጣም ጎበዝ ትሁት ስለሆነ ያው እንግዲህ አሪፍ ውጤት እንድንሰራ የተለያዩ ነገሮችን እያደረገ ብዙ ተግባራትን እያከናወነ ለማስተማር የነበረው ፍላጎትም እንግዲህ እሱን መቼም እንዳን እንዳንረሳው አድርጎናል ማለት ነው። እናም ይሄን አስተማሪ እጅ በጣም አድርጌ እወደዋለሁ አከብረዋለሁ ማለት ነው። እናም ጥሩ አስተማሪዎች እንግዲህ ሊወደዱ ይገባል ከዚህ በመቀጠል ደግሞ የሂሳብ አስተማሪያችንን በጣም እወደዋለሁ ማለት ነው። እንደውም ለዚህ አስተማሪ እንግዲህ የተለያየ የስጦታ በረከት አድርገንለት ነበር ይህም እንግዲህ በፍሬም ተደርጎ ስሙ ተጽፎ መምህራችን እንወድሃለን የሚል ጽሁፍ ተደርጎበት ለአስተማሪያችን ይሰጠናል ማለት ነው። እና ይህንን አስተማሪ መቼም ነው የማረሳው ምክንያቱም ለኛ ያደርገው የነበረው ጠንካራ ጎል ለኛ ያደርገው የነበረው ጥረት መቼም አይረሳኝም። እንግዲህ ይህ አስተማሪ ብዙ ነገር እንድናደርግለት ብዙ ነገሮችን ሲለፋ ቆይቷል ማለት ነው። እናም በመሆኑም ይህን አስተማሪ መቼም አልረሳውም ሁሌም ነው የምወደው ማለት ነው። እናም እነዚህ አስተማሪዎች ጥሩ መምህራኖች ከአእምሮአችን የማይጠፉና ሁሌም ልናስታውሳቸው የሚችሉ ናቸው ማለት ነው። እና ሁላችሁም የራሳችሁ የሆነ የምታስታውሱት በጣም ጥሩ የሆነ አስተማሪ እንዳለ ተስፋ አደርጋለሁ እንግዲህ እኔ የማስታውሳቸውና የምወዳቸው አስተማሪዎች እነዚህ የጠቀስኳቸው ነበሩ ማለት ነው። እናም እነዚህ አስተማሪዎች እንግዲህ መረሳት የሌለባቸው እና ሁሌም የምንወዳቸው ወደፊትም እንደነሱ ለመሆን ጥረትን የምናደርግ የኛ ምሳሌ ጥሩ ምሳሌ ብለን የምንወስዳቸው ናቸው ማለት ነው። እና እነዚህን አስተማሪዎችን እጅግ አድርጌ ነው የምወዳቸው በጣም ይመቹኛል እወዳቸዋለሁ ሁሌም አከብራቸዋለው

እሺ ሰላም ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ የምትወደው መጠጥ ምንድነው? የሚለውን ጥያቄ ላጋራችሁ እወዳለሁ ማለት ነው። እንግዲህ እኔ ብዙ አይነት መጠጦችን እወዳለሁ ማለት ነው። ከነዚህ መጠጦችም መካከል እንግዲህ ቢራ በጣም መጠጣት በጣም ያስደስተኛል ማለት ነው። እንግዲህ ቢራ መጠጣት ማለት ያው እንግዲህ በተለይ ደግሞ የምወደው ቢራ ቀዝ ቀዝ ያለ ፍሪጅ ውስጥ የገባ ሆኖ የቢራው አይነትም ደግሞ ሀረር እና ዳሽን ቢራ መጠጣት እጅግ በጣም ነው ደስ የሚለኝ ማለት ነው። እንግዲህ ሰው የየራሱ የሆነ መጠጣት የሚወደው ብዙ ነገር ይኖራል ማለት ነው። እናም እኔ ግን ደግሞ በጣም አብዝቼ የምወደው እነዚህን ቢራዎችን በጣም እወዳቸዋለሁ ማለት ነው። ሀረር እና ዳሽን ብራ በጣም ነው ደስ የሚሉኝ ለሰውነቴም የሚመቹኝ። ታዲያ ይህ ስል ግን በከፍተኛ ሁኔታ ወይም ደግሞ በብዛት በጣም ብዙ የሆነ የምንጠቀም ከሆነ እነዚህ መጠጦች በራሳችን ላይ የጤናም ሆነ እንዲሁም ደግሞ የኢኮኖሚ ችግር ስለሚያስከትሉ እነዚህን ነገር በጥንቃቄ ልንጠቀማቸው ይገባል። ይህ ስል ግን አብዝቼ እጠቀማለሁ ማለት አይደለም። ሶስት ወይም ደግሞ አራት የሚሆን ቢራ ብጠጣ በጣም ደስ የሚል ስሜትና ደስተኛ ያደርገኛል እንዲሁም ደግሞ ለጤናችንም ጥሩ ነው ማለት ነው። ምክንያቱም የቢራ መጠጥ እንግዲህ ሰውነትህን ያጠራል እንዲሁም ደግሞ ምግብ ከመሆኑም የተነሳ ያው ለሰውነታችን ጥሩ የሆነ ጠቀሜታን ይሰጣል ማለት ነው። ነገር ግን እነዚህ መጠጦች አልኮል እንደመሆናቸው መጠን በጣም አብዝተን የምንጠቀማቸው ከሆነ የጤና አክል ወይም ሊያደርሱብን ይችላሉ። ከዚህም በተጨማሪ እንግዲህ እነዚህን መጠጦች አብዝተን የምንጠቀምተው በገንዘባችንም ላይ ከፍተኛ የሆነ ተጽዕኖ ያ ማለት ገንዘብን ከማባክን አንፃርም ከፍተኛ የሆነ አስተዋጽኦ ያደርጋል ማለት ነውና። ሁላችንም እንግዲህ የምንወደውን የመጠጥ አይነት በመጠኑ ልናደርግ ይገባል ብዬ እመክራለሁ ማለት ነው። ከዚህ በመቀጠል እንግዲህ ደግሞ ጠላ የሚባለው ነገር እጅግ በጣም የምወደው ሁሌም የሚናፍቀኝ ነው ማለት ነው። ነገር ግን እኔ አሁን ላይ ወጣ ብዬ ማለትም ይህን ጠላ የምጠጣው ጎጃም አካባቢ ሲሄድ ነበር። ምክንያቱም እዛ አካባቢ ያለ ጠላ እጅግ በጣም ግሩም ተቢራ እንኳን በጣም የሚበልጥ በጣም የሚጣፍጥ ስኳር ስኳር ወይም ደግሞ ሻይ ሻይ የሚል የመጠጥ አይነት ነው ማለት ነው። በመሆኑም እንግዲህ ይህንን መጠጥ በከፍተኛ ሁኔታ መጠቀም ያስደስተኛል ማለት ነው። ይህ እንግዲህ ጠላ የሚዘጋጀው በብዛት ቤት ውስጥ ያለ ጠላ ወይም ደግሞ በቤት ውስጥ ጠላ ግዴታ ነው። አመት ባል በሚመጣበት ጊዜ የተለያዩ ጉዳዮች እነዚህ ጉዳዮች እንግዲህ ሰርግ ሊሆን ይችላል ወይም ደግሞ ሌላ ለምሳሌ ማህበር ሊሆን ይችላል ትምምን እንዲሁም ደግሞ ሌላ ሌላ ወራዊ ባሎች ሊሆኑ ይችላሉ ማለት ነው። እና እነዚህን በምናከብር ጊዜ እንግዲህ ጠላን በከፍተኛ ሁኔታ እንጠቀማለን ወይም ደግሞ ጠላ ተደርጎ ያለምንም ሂሳብ እንግዲህ ያለምንም መሸማቀቅ እንደፈለጋችን እንጠጣለን ማለት ነው። እናም እነዚህ ጠላዎች ጠላ በጣም ለሰውነታችን ተስማሚ የሆነ ነገርን ይይዛል ማለት ነው። ነገር ግን ቅድም እንዳልኩት ያው አልኮል ከሆነ የተነሳ አብዝተን የምንጠቀመው ከሆነ ይሄም እንዲሁ ለሰውነታችን ጉዳትን ሊያስከትል ይችላል። ይህ መጠጥም እንግዲህ ያሰክራል ማለት ነው። ይህም ሲባል አእምሮአችን መቆጣጠር ከሚችለው በላይ ይሆንና ክብደታችንን እንኳን መሸከም እንዲሁም ደግሞ ነገሮችን መገናዘብ በጣም ከባድ ይሆንብንና ሰው ልናስቀይም እንዲሁም ደግሞ የተለያየ ነገርም ልናወድም እንችላለን ማለት ነው። ምክንያቱም በዚያን ጊዜ ራሳችንን አናውቅም ማለት ነው። ተቁጥጥር ውጪ ሆነን እንግዲህ የተለያየ የማያስፈልጉና መጥፎ የሆኑ ተግባራቶችን ልናከናውን እንችላለን። ለምሳሌ እቃ መስበር ሊሆን ይችላል። ሰው ማስቀየም እንዲውም ደግሞ ብር መጣል ሊሆን ይችላል። ብቻ ብዙ አይነት ጉዳቶች አሉትናም። ይህ እነዚህ ጉዳቶችን ላለማስተናገድ የግድ ተጠንቅቀን እስከምንችለው ማለትም ተገቢ ውስጥ ከሆነው ድረስ ብቻ ልንጠጣ ስተምንሰክር ሳይሆን በቃ ተመጣጣኝ እስከሚሆን ድረስ ይህንን ምግብ ልንመገብና ልንጠጣ ይገባል። እንጂ እንወደዋለን በሚል ስበብ ዝም ብሎ አብዝቶ ከመጠን በላይ መጠቀም። ለሰውነት መጥፎ በመሆኑ ይህንን መጠጥ እንግዲህ በጥንቃቄ ልንወስደውና እስከ መጠኑ ብቻ መጠቀም ይኖርብናል ማለት ነው። ሌላኛው ደግሞ የምወደው የምወደው መጠጥ እንግዲህ ድራፍት የሚባለው ነው። ይህ ድራፍት ማለት እንግዲህ ከጠላ አይ ሚን ከቢራ ዝቃጭ ላይ የሚዘጋጅ ወይም ደግሞ የቢራ ቅራሬ ነው። ይሁን እንጂ እንግዲህ ይህም ይህ የመጠጥ አይነት ለሰውነታችን እንዲሁ ከፍተኛ የሆነ ጠቀሜታን ይሰጣል ማለት ነው። ነገር ግን በአልኮሉ ሲነጻጸር ከቢራው ዝቅ ያለ ነው። ምክንያቱም ዋናውን የሚወስደው ቢራው በመሆኑ ከቢራው የቀረው ደግሞ ዝቃጭ ወይም ደግሞ የቢራውን ጥፍጣፊ ወይም ደግሞ የቢራው ቅሪት

ሰላም ሰላም ጤና ይስጥልኝ እጅግ በጣም አድርጌ አመሰግናለሁ የቀረበልኝን ጥያቄ እንግዲህ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። የቀረበልኝ ጥያቄም እንግዲህ በቀን ምን ያህል ውሃ ትጠጣለህ የሚል ነው ማለት ነው? እንግዲህ በቀን ያው እኔ እስከ ሁለት እና ሶስት ሊትር የሚሆን ውሃ እጠጣለሁኝ ማለት ነው። ምክንያቱም ውሃ መጠጣት ለጤና በጣም መሰረታዊና አስፈላጊ የሆነ ነገር በመሆኑ። እንግዲህ ውሃ ሲባል ያው በሰውነታችን ላይ ከፍተኛ የሆነ ጠቀሚታ አለው ማለት ነው። እናም ይህን ጠቀሜታ ለማግኘት የግዴታ ሰውነታችን እንዳይጎዳ ውሃን በአግባቡ ልንጠጣ ይገባል ማለት ነው። ውሃ ቢጠማንም ባይጠማንም የግዴታ መጠጣት ያለብን የውሃ መጠን አለ ማለት ነው። እና ይሄንን ለመሟላት እንግዲህ እኔ ከሁለት ሊትር እስከ ሶስት ሊትር የሚሆነው ውሃ እጠጣለሁ ማለት ነው። በተለይ ደግሞ ሙቀት አካባቢ ላይ ስለምኖር ማለት ነው። እናም ይህ ሙቀት እንግዲህ የውሃን ኢቫፖሬት ወይም ደግሞ የውሃ ትንነትን በሰውነት ያለው የውሃ እንዲተን ያደርገዋል ይህ ሲባል። በላብ አማካኝነት ውሃ እንግዲህ ይወጣል ማት ነው። እና ይህን ውሃ ለመተካት የግድ በቀን ሁለት ወይም ደግሞ ሶስት ሊትር እጠቀማለሁ ማለት ነው። እንግዲህ ውሃ ማለት ከምግብ አይነቶች ውስጥ የሚመደብ ነው ማለት ነው። ውሃ የሚባለው እንግዲህ ምግብ ተብሎ ይካተታል ከንጥረ ነገሮች ጋር የሚካተት ነው ማለት ነው። እና ይህ ውሃ በሰውነታችን ውስጥ በመዘዋወር እንግዲህ የተለያየ ተግባራትን ያከናውናል። ከሌሎች ምግብ በተለየ እንግዲህ የምግብ መፈጨትን ለማፋጠን እንዲሁም ደግሞ በደም ውስጥ ያለውን ሁሉ በስራት ሽርሽሪት ላይ ያለውን እንቅስቃሴ ለማፋጠን ወይም ደግሞ ለማስተካከል ውሃ በጣም ወሳኝ ነው። ውሃ ኩላሊቲ ላይ ያለውንም መጥፎ ነገር ውሃ ኩላሊቲን ለማጠብም እጅግ በጣም አስፈላጊ ነው ማለት ነውና። ውሃ ከፍተኛ የሆነ ጠቀሜታ አለው ማለት ነው። ውሃ እንግዲህ በሰውነት ውስጥ በመገኘት ያንጀት ድርቀትን ሁሉ የሚያስተካክል ውሃ ነው ማለት ነው። እንግዲህ ውሃ ሲባል በጣም ጥሩ የሆነ ነገር ነው። ምክንያቱም ውሃ ምንም አይነት የአሲድ ወይም ደግሞ የቤዝ ወይም ደግሞ የአልኮልነት ባህሪ የሌለው ውሃ ማለት እንግዲህ ግሉል ከሚባሉ ወህዶች ውስጥ የሚካተት ነው ማለት ነው። እና ይህ ውሃ ከፍተኛ የሆነ ጠቀሜታ ሰውነታችን ይሰጣል ማለት ነው። ከምግብ ባልተናነሰ መልኩ ውሃ ማለትም ከሌሎች ምግብ ባልተናነሰ መልኩ ውሃ ከፍተኛ የሆነ ለሰውነታችን ጠቃሚ የሆነ ነገር ነው ማለት ነው። እና ይህን ጠቃሚ ነገርም እንግዲህ በሰውነታችን ውስጥ እንዲገኝ ሁላችንም ይህንን ውሃ ልናደርግ ወይም ደግሞ ልንጠጣ ይገባል ማለት ነው። አንዳንድ ሰዎች እንግዲህ ትንሽ ውሃ በመጠጣት ያንጀት ድርቀት ወይም ደግሞ የኩላሊት እንዲሁም ደግሞ የመጨንጓራ ሌላ ሌላም በሽታ በውሃ ምክንያት በውሃ ጥረት ምክንያት የሚመጡ በሽታዎች የሚያዙት በጣም ብዙዎች ናቸው ማለት ነው። እናም እንግዲህ እነዚህን በበሽታዎች ማለትም በውሃ ጥረት ምክንያት የሚመጡ በጣም ከበባድ የሚባሉ በሽታዎች በእኛ ላይ እንዳይከሰቱ የግዴታ ውሃን በረዥሙ ወይም ደግሞ ለረዥም ሰዓት መጠቀም እጅግ በጣም አስፈላጊ ነው። እናም ይህንን እንግዲህ ሁላችንም ልናደርገው የሚገባና ከሁላችንም የሚጠበቅ ነገር በመሆኑ ሁላችንም አስፈላጊው የሆነውን ውሃ ለሰውነታችን ልናቀርፍ ወይም ደግሞ ልንሰጥ ይገባል ማለት ነው። እንግዲህ የውሃ ጥቅም ብዙ እንደመሆኑ መጠን እኛም ደግሞ በብዛት ውሃ እንድንጠቀም ይገባል ማለት ነው። ምግብ በልተን ስንጨርስ ውሃ መጠጣት እጅግ በጣም አስፈላጊ ነው። ምክንያቱም ምግቡ በተሎ እንዲፈጭ ለምግቡ ለስርዓተ እንሽርሽሪት ይሆን ዘንድ ውሃንን እንግዲህ ከምግብ በኋላ መጠቀም እጅግ በጣም አስፈላጊና መደረግ ያለበት ጉዳይ ነው ማለት ነው። እንዲሁም ደግሞ ውሃን ጠዋት ገስግሰን ከምግብ በፊት እንደተነሳን ውሃን ውሃ ጠዋት ጠዋት ቀስቀስ ያለ ውሃ ብንጠጣ ለሰውነታችን እጅግ በጣም አስፈላጊ ነው። ውሃ እንግዲህ ለአእምሮ እንኳን አእምሯችንን በጥሩ ሁኔታ እንዲያስብ የማሰብ ችሎታችንን የማሰብ አድማሳችንን ከፍ ለማድረግ ውሃን መጠቀም እጅግ አስፈላጊ ነው። እንግዲህ ሰዎች በሚያነቡበት ጊዜ ውሃ እየጠጡ ቢያነቡ አእምሮአቸው የማሰብ ብቃቱ በአምስት እና በአስር ፐርሰንት በሚሆን ደረጃ ከፍ ያደርገዋል ማለት ነው። ይህም እንግዲህ ውሃ ለሰውነት እጅግ በጣም አስፈላጊ ነው ማለት ነው። ለአእምሮ እንዲሁም ደግሞ ለሌሎች የሰውነት ውጫዎች ውሃ እጅግ በጣም አስፈላጊ ነው። ውሃ የማይገኝበት የሰውነት ክፍል የለም እንዲሁም ለምሳሌ ብናይ ሰባ አምስት በመቶ የሚሆነው ወይም ደግሞ ወደ ዘጠና ፐርሰንት የሚሆነው ደማችን እንግዲህ የውሃ ነው ማለት ነው ውሃ ነው። ሰውነታችንም እንግዲህ ዘጠና በመቶ የሚሆነው ሰውነታችን የደም ቅምችት ወይም ደግሞ ደም ነው ይህ ደም እንግዲህ ከውሃ ግማሹን ማለትም ከግማሽ በላይ ሰባ አምስት ፐርሰንት የሚሆነውን ፐርሰንት የሚይዝ እንግዲህ ይህ ውሃ ነው ማለት ነው። ታዲያ ይህ ከሆነ ውሃ ሁሌም ልንጠጣ ይገባል ማለት ነው። ውሃ እጅግ በጣም አስፈላጊ ነው። ውሃ ለሰው ልጆች እንዲሁም ደግሞ ሙሉ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የምትወደው ቁጥር ስንት ነው የሚለው? አዎ እንግዲህ የብዙ አይነት ቁጥሮችን በብዙ ምክንያት የምወዳቸው አሉ ማለት ነው እነዚህ ቁጥሮችን እንግዲህ በተለያየ ምክንያት እንድወዳቸው አድርጎኛል። ለምሳሌ ከምክንያቶቹ ብንወስድ መጀመሪያ የምወዳቸው ቁጥሮችን ልዘርዘር እኔ የምወዳቸው ቁጥሮች እንግዲህ አስራ ሁለት ሃያ አንድ አስራ ዘጠኝ ሃያ ሰባት እና ሃያ ዘጠኝ የሚባሉ ቁጥሮች እጅግ አድርጌ በጣም የምወዳቸው ናቸው ማለት ነው። እነዚህን የወደድኩባቸውም የራሴ የሆነ ምክንያት አለኝ ማለት ነው። ምክንያቶችም እንግዲህ በአሥራ ሁለት ሚካኤል የተባለ ቅዱስ ሚካኤል ወይም ደግሞ የመላእክት አለቃ የሆነው ሚካኤል ስለሚዘክር ወይም ደግሞ በዓሉ በዚህ ስለሚከበር ይህንን ቀን እንደወደው አድርጎኛል ማለት ነው። እናም እንግዲህ ሰዎች ያው የተለያየ ምክንያት ኖሯቸው ቁጥርን የሚወድበት ምክንያት ሊኖር ይችላል፤ አንዳንዶቹ እንግዲህ የሆነ ቁጥርን የሚወዱበት ምክንያት የኳስ ተጫዋች ወይም ደግሞ የሚደግፉት ክለብ አለና የዛ ክለብ ተጫዋች ቁጥርን በማስመልከት ሊሆን ይችላል። እንዲሁም ደግሞ በተለያየ ምክንያት ብቻ በተለያየ ምክንያት ቁጥሮችን በምክንያት አድርገው የሚወዱበት ምክንያት ይሆናል ማለት ነው። እኔ ግን ከበዓላት ጋር አያየዠ ቁጥሮቼን እወዳቸዋለሁ። ከዛም በመቀጠል እንግዲህ በአሥራ ዘጠኝ በአሥራ ዘጠኝ ማለትም እንዲሁ የቅዱስ ገብርኤል የመላኩ ቅዱስ ገፍርኤል በዓል የሚዘከርበት ቀን በመሆኑ። ይህንን ቀን በጣም እንድወደው አድርጎኛል ማለትም ይህን ቁጥር እንደወደው አድርጎኛል ምክንያቱም በአስራ ዘጠኝ የሚውል በመሆኑ ማለት ነው። እናም ሰው እንደየምክንያቱ የራሱን ቁጥር የሚወድበት ምክንያት እና የራሱ የሆነ ምክንያት ሊኖረው ይገባል ማለት ነው። ሌላው በመቀጠል በሃያ አንድ ማለት ነው ሃያ አንድ ቁጥርን በጣም አድርጌ እወዳታለሁ። ሃያ አንድ ቁጥርን የወደድኩበት ምክንያትም እንደሚታወቀው እንግዲህ ሃያ አንድ ቁጥር ማለት የእመቤታችን የቅድስት ድንግል ማርያም የሁሉ እናት የሆነችው የእመቤታችን የልዕልት ቅድስት ድንግል ማርያም በዓል የሚከናወንበት ቀን በመሆኑ። ይቺን ሃያ አንድ ቁጥርን በጣም አድርጌ እወዳታለሁ እንደውም ሃያ አንድ ቁጥር ለኔ ሚስጥረኛዬ ናት ምክንያቱም እኔ ነው በሃያ አንድ ቀን ነው የተወለድኩት ማለት ነው። እናም ይቺን ሃያ አንድ ቁጥርን አብዠቼ እወዳታለሁ ማለት ነው። ሃያ አንድ ቁጥሬን እንግዲህ ለብዙ አላማ እጠቀምባታለሁ ማለት ነው። የተለያዩ ነገሮችን ምልክት ለመያዝ ወይም ደግሞ ለምሳሌ እንደ ፓስዋርድ ምናምን ለመያዝ ፈልግ የሚስጥር ቁጥር ለመያዝ ስፈልግ ይቺን ተጠቅሜ ብዙ ጊዜ ማድረግ በጣም ደስ ይለኛል። ምክንያቱም እንደነገርኳችሁ ነው የተወለድኩበት ቀንም እንዲሁም ደግሞ የእመቤታችን የቅድስት ድንግል ማርያም ወራዊ በዓል የሚካሄድበት በመሆኑ ይቺን ሃያ አንድ ቁጥርን በጣም አድርጌ እንድወድ አድርጎኛል። ሌላውና ደግሞ ቀጣው ሃያ ሰባት ሃያ ሰባት እንግዲህ መድኃኒዓለም የተባለ ቀን የሚከበርበት ነው ማለት ነው። ወራዊ በዓሉ በዚህ በሃያ ሰባት ቀን ወር በገባ በሃያ ሰባተኛው ቀን። በዓሉ ይከበራል ይህን በመሆኑ እንግዲህ ሃያ ሰባት ቁጥርን አብዝቼ እንድወድ ምክንያት አድርጎኛል ማለት ነው። እናም የሰዎች የራሳቸው የሆነ ምክንያት እና የራሳቸው የሆነ የወደዱበት ሚስጥር ይኖራቸዋል ማለት ነው። እኔ እንግዲህ በነገርኳችሁ መሰረት ቁጥሮችን ስወድ የው ከበዓላት ጋር አያይዠ ነው። ሌሎች ሰዎች ደግሞ የራሳቸውን ምክንያት እንደሚኖራቸው ቀደም ብዬ አሳውቄያቸዋለሁ። ይሄ ማለት ኳስ ተጫዋች ሊሆን ይችላል። እንዲሁ እንዲሁም ደግሞ በተለያዩ ቀናት ሎተሪ ደርሷቸው ሊሆን ይችላል እንግዲህ ሎተሪ ከደረሳቸው ያችን ቀን በጣም አድምቀው ሊዘክሯት እንዲሁም ደግሞ ያችን ቁጥር በጣም ሊወዷት ይችላሉ ማለት ነው። ከቀን ጋር በማያያዝ አብዛኛው ሰው እንግዲህ ቁጥርን የሚወድበት ምክንያት በነዚህ በነዚህ ነገሮች ነው። ከዚህም በዘለለ እንግዲህ አንዳንድ ሰዎች ደግሞ ቁጥርን ሲጽፏት ስለምታምርላቸው ብቻ የአንዳንድ ቁጥሮችን አብዝተው እየወዱ ያሉ ማለት ነው። ለምሳሌ አንዳንድ ሰዎች እንግዲህ ቁማር በሚጫወቱበት ጊዜ የሆነ ቁጥር ይኖራቸዋል የሚወዱት እንግዲህ በዛች ቁጥር ቁማር ሲጫወቱ በዛይ ቁጥር አምነው ሁለነገራቸውን ይሰጣሉ ማለት ነው። ምክንያቱም ያቺን ቁጥር እንግዲህ በልዩ ሁኔታ ስለሚያመልኩባት ወይም ደግሞ ስለሚወዷት ነው ማለት ነው። ሌላውና የመጨረሻው እንግዲህ ሃያ ዘጠኝ የተባለውን ቁጥር በጣም አድርጌ እወደዋለሁ ይህንን ቁጥር እንደወደው ምክንያት ከሆነኝ ምክንያትም መካከል ለምሳሌ እንጥቀስ ከተባለ በሃያ ዘጠኝ እንግዲህ ጌታችን መድኃኒታችን ወይም ደግሞ መድኃኒ አለም የተባለው ወራዊ በዓሉ የሚዘከርበትና የሚከበርበት ቀን በመሆኑ ይቺን ቀን እንግዲህ ይቺን ቁጥር ማለት ነው ሃያ ዘጠኝ ቀን ቁጥርን እንደወዳት ምክንያት ሆኖኛል ማለት ነው። እናም እንግዲህ ሰዎች የራሳቸው የሆነ ምክንያት እና የራሳቸው የሆነ ሚስጥር ቁጥሮችን ለመውደድ ምክንያት እንደሚኖራቸው ይገመታል። ማለት ነውና ሰዎቹ የሚኖራቸው ቁጥርም የተለያየ እንደየ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ እያመሰገንኩ እንግዲህ የቀረበልኝን ጥያቄም ላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። እንግዲህ ጥያቄዎችም ሌሎችን መበረታታት ትችላለህ? የሚል ነው ማለት ነው መልሴም አዎ ሌሎችን ማበረታታት እችላለሁ። እንግዲህ ሌሎችን ማበረታታት ሲባል የሚሰሩትን ስራ ወይም ደግሞ የሚያደርጉትን ተግባራት ቀጥሉበት ጎበዝ ነው እጅግ በጣም ትለያላችሁ አሪፍ ነው ልንል እንችላለን እንዲሁም ደግሞ ስለ ፀባያቸውም ልናበረታታን እንችላለን ማለት ነው። አንዳንድ ሰዎች ጥሩ የሆነ ፀበይ ሲኖራቸው በዚሁ ፀባይ ፀባይ ቀጥል አንተ ጎበዝ ነህ አሪፍ ነው ብለን የምናበረታታበት ነገር አለ ማለት ነው። እንዲሁም ደግሞ ስራ በሚሰሩበት ጊዜ እንግዲህ እነዚህ ሰዎችን ማበረታታት እጅግ በጣም ደስ የሚል ነገር ነው። ምክንያቱም ሰዎችን ማበረታታት እንግዲህ ለጥሩ ነገር ጥሩ ደረጃ ላይ እንዲደርሱ ማድረግ ይቆጠራል ማለት ነውና። ሰዎችን ማበረታታት እጅግ በጣም አስፈላጊና ጥሩ የሆነ ነገር በመሆኑ ሁላችሁም ሁላችሁም ልታበረታቱ ይገባል። ለምሳሌ የስራ ባልደረባ ባልደረባችሁን ሊሆን ይችላል እንዲሁም ጓደኞቻችሁን አብራችሁ ያሉ የተለያዩ ሰዎችን ልታበረታቱ ይገባል ምክንያቱም ማበረታታት ማለት እንግዲህ እንደ ሽልማት ይቆጠራል። አንዳንድ ሰዎች በምናበረታታባቸው አንዳንዱም ሳይሆን አብዛኞቹ በሚባል ደረጃ ሁሉም ሰው ማለት እንችላለን ማበረታቻ በሚሰጥበት ወይም ደግሞ ስናበረታታቸው ጊዜ ነገሮችን ለማከናወን እጅግ በጣም ቀላልና አሪፍ ይሆንላችኋል። እንግዲህ ማበረታታት ለሰው ልጅ በጣም አስፈላጊ ነገር ነው። እና ሰዎችን ማበረታታት በጣም አሪፍ እና ከሁላችንም የሚጠበቅ ነገር ነውና ሰዎችን ብታበረታቱ በጣም ደስ ይላል ማለት ነው። እንግዲህ ማበረታታት ሌሎችን ማበረታታት ትችላለህ? ለሚለው አዎ ሌሎችን የማበረታታት ብቃት አለኝ እንደውም እኔ ሰዎች በሚያጠፉበት ጊዜ እንኳን ማስደንገጥ ምናምን ነገር አይመቸኝም። ይሄን እንዲህ ባታደርግ ነገር ግን በጣም ጥሩ ይሄዳል ግን እዚህ ጋር ትንሽ ተሳስተሃል እንደዚህ ብታደርግ በጣም ጥሩ ነው አንተ እኮ በጣም ጎበዝ ነህ ትለያለህ እላቸዋለሁ። እናም ከእኔ ጋር አብሮ መስራት ከእኔ ጋር ጓደኝነት በመስራት ብዙዎቹ ይፈልጋሉ ምክንያቱም ለስለስ ባለና ሌሎችን በሚያበረታታ መልኩ ስራ ስለማሰራ ነው ማለት ነው። እናም ሌሎችን ማበረታታት እጅግ በጣም አስፈላጊ ነው። በተለይ ደግሞ ስራ ላይ በምንሆንበት ጊዜ ሰዎችን ማበረታታት ወኔያቸውን በማቀሳቀስ እንዲሁም ደግሞ ስለ ስራው ያላቸውን ፍላጎት እንዲጨምር በማድረጉ ከሁላችንም ማበረታታት እንዲኖር እመክራችኋለሁ። ሰዎችን ካበረታታናቸው በቀላሉ ስራ መስራት ይችላሉ ካሰብነው በላይ ካሰብነው ልክ ለርቀው የመሄድ ብቃት ይኖራቸዋል። ሰውን ግን የማንበረታታና የምናጠጥለው ከሆነ በዘው እሱም ወኔው እየቀነሰና የስራ ፍላጎቱም እያለቀ በመሄዱ ስራዎችን እንግዲህ እየቀነሰ እየቀነሰ ይሄዳል ማለት ነው። እና ይህ ሰው እንግዲህ ጥሩ የሆነ ስራን እንዲያከናውን ሁላችንም ብንረዳው እጅግ በጣም አስፈላጊ ነው። ማለትም በማበረታታት ልንደግፈው እንችላለን እንግዲህ ማበረታታት በብዙ አይነት መንገድ ሰዎችን ልናበረታታ እንችላለን ማለት ነው። ከእነዚህም መካከል እንግዲህ በቃላት ቁብዝነህ ጥሩ ነህ ቀጥልበት ትለያለህ እያልን። በቃላት ብቻ ሰው እንድናበረጣጣ እንችላለን እንዲሁም ደግሞ የተለያዩ የማበረታቻ ሽልማቶችንም ልንጨምርበት እንችላለን። ለምሳሌ አንድ ጥሩ ስራን ወይም ደግሞ በታቀደው ስራ ልክ ከሄደ እና ከታቀደውም በላይ ያመጣን ሰው የሆነ የገንዘብ ሽልማት ወይም ደግሞ የተለያየ እቃዎችን ገዝተን በስጦታ መልኩ ብናበረክትለት ያ ሰው እጅግ በጣም እየበረታና ከዛም የበለጠ ስራን እያገናወነ እንደሚሄድ ምንም የማያሸማና የማያጠራጥር ጉዳይ ነው ማለት ነው። እናም እንግዲህ ሁለታችንን ማበረታታት ብናደርግ እጅግ በጣም ደስ የሚልና የሚመከር ነገር በመሆኑ ማበረታታት ከሁላችንም የሚጠበቅ ነገር ነው ማለት ነው። ጥሩ ውጤትን ማከናወን እና ጥሩ ደረጃ ላይ መድረስ ከፈለጋችሁ ሌሎችን ማበረታታት እጅግ በጣም አስፈላጊ ነው። ይህ ማበረታታት የሚባለው ነገር በተለይ ደግሞ ከአለቃ ወይም ደግሞ ከስራ ባልደረባ የ የታላቅነት ወይም ደግሞ የመሪነት ቦታ ላይ ያሉ ሰዎች ማበረታታት የሚባለውን ባህሪ ሊላበስ ውጪ ግድ ይላል። ምክንያቱም ሰዎች በተበሳጡ ቁጥር እንግዲህ ስራዎችን የማከናወን አድማሳቸው የመስራት ብቃታቸው ከፍ የለ ስለሚሄድ ማለት ነው። እናም እኔ የምመክራችሁ ሁላችሁም ይህ ማበረታታት የተባለውን ነገር ብታከናውኑት እጅግ በጣም አሪፍ በመሆኑ ሁላችሁም ሰዎችን ብታበረታቱ አሪፍ ነው ብዬ እመክራለሁ ማለት ነው። እና እኔ ሰዎችን በማበረታታት ረገድ በጣም ጥሩ የሚባል ቦታ ላይ ነኝ ማለት ነው። ሰዎችን በከፍተኛ ሁኔታ አበረታታለሁ። እንግዲህ ሰዎችን በማበረታቴም ደግሞ ብዙ የሆነ ጠቀሜታን አግኝቼበታለሁ ማለት ነው። እናም ይህንን ጠቀሜታ ለማግኘት ከፈለጋችሁ ሰዎችን ብታበረ ብታበረታቱ ጥሩ የሆነ ነገር እንደምታገኙ ተስፋ አደርጋለሁ እርግጠኛም ነኝ እናም

ሰላም ሰላም ሰላም ጤና ይስጥልኝ እግ አድረጌ እያመሰገንኩ እንግዲህ የቀረበልኝን ጥያቄ ምላሽ ለመስጠት እወዳለሁ። ጥያቄውም እንግዲህ እንደዚህ ይላል በስራ ስንት ጥሪ ታደርጋለህ ይላል? እንግዲህ በስራ ያው ብዙ አይነት ሶስት ወይም ደግሞ ሁለቴ ጥሪ ላደርግ እችላለሁ ማለት ነው። እንዲሁም አንድ ጊዜም ጥሪ ላደርግ እችላለሁ እንግዲህ ይህ ሁኔታዎችና የስራው አይነት ሊወስን ይችላል ማለት ነው። እንግዲህ የስራ ጥሪ ማድረግ ማለት ለምሳሌ በእኛ ቦታ ላይ በሚፈለግ ሰራተኛ ወይም ደግሞ የሚቀጠር ሰራተኛ ካለ ይያንን ሰራተኛ እንግዲህ ለማግኘት ጥሪ ሁለቴ ወይም ደግሞ ሶስቴ ልናደርግ እንችላለን ማለት ነው። ያ ማለት ጥሪ የምናደርግበት መሳሪያ ደግሞ ይወስነናል ማለት ነው። ይሄም ማለት እንግዲህ በማህበራዊ ሚዲያ የስራ ጥሪ የምናደርግ ከሆነ ሶስቴ ሁለቴ ወይም ደግሞ ሶስቴ ልናደርግ ይገባል ማለት ነው። በመጀመሪያ አንድ ጥሪ እናደርጋለን ይህንን ጥሪ አድርገን እንግዲህ ምናልባትም በሰዎች ላይ ላሰሙትና ሰዎች ላይ ላድርስ በመቻሉ ምክንያት እንግዲህ ለሁለተኛ ጊዜ ጥሪ እናደርጋለን ማለት ነው። እንግዲህ ይህንንም ስናደርግ የፈለግነው ሰው ካልመጣልን እና የፈለግነው ሰው ወደ እኛ የማይመጣ ከሆነ ማለትም ደግሞ ይህ የተደረገው ጥሪ ምናልባትም ሰዎች ላይ ደርሶ ላይሆን ስለሚችል የፈለግነው ሰው ካልመጣልን እንግዲህ ለሶስተኛ ጊዜ ጥሪ ልናደርግ ይገባል ማለት ነው። ይም የሆነበት እንግዲህ ምክንያት ምናልባትም በኢንተርኔት እና በሌሎች ችግሮች እኛ ያ የላቅነው ጥሬ ለሰዎች ተዳራሽ ላይ ላይሆን በመቻሉ ምክንያት እንግዲህ እስከ ሶስቴ ጥሬ እናደርጋለን ማለት ነው። ይህ ማለት እንደተባለው እንግዲህ አንዴና ሁለቴ ሶስቴ ስናደርግ ግን የግዴታ ይህን ጥሪ ለሰዎች ሊደርስ ይችላል እና እስከ ሶስቴ ጥሪ እናደርጋለን ማለት ነው። እና ይህንን ጥሪን በተደጋጋሚ የምናደርገው የምንፈልገው የሰው ሀይል ወይም ደግሞ የምንፈልገው አይነት የስራ ብቃት ያለው ሰው ለስራ ሳናገኝ ስንቀር ይህንን ስራ ወይም ደግሞ የስራ ጥሪን በተደጋጋሚ ልናደርግ እንችላለን ማለት ነው። እናም ሌላኛው ደግሞ የስራ ጥሪን መሰረት በማድረግ ያልነው እንግዲህ ይህ ማለት ለምሳሌ የተፈለገው ሰው ለምሳሌ በሶሻል ሚዲያ እንዲደርሰው ተብሎ ጥሪው በዛ ከተላለፈ ያ ሰው እንግዲህ በተለያየ ምክንያት ያንን ሊያገኝ ስለማይችል ማለት ነው። ነገር ግን ያስተላለፍነው ጥሪ በአካል ከሆነ ሰውየው ጋር በአካል ለምሳሌ በደብዳቤም ሊሆን ይችላል ወይም ደግሞ ሰው በመላክ ቀጥታ ለሰውየው ያደረስነው ከሆነ ወይም ደግሞ እኛም ሄደን ጥሪ አድርገንለት ከሆነ አንዴ ጥሪ አድርገንለት ካልመጣ በሁለተኛው ደግሞ ደግመን ጠርተነው በሁለተኛው ካልመጣ ግን ድጋሚ ላነጠረው እንችላለን። ምክንያቱም ያ ሰው ፈልጎት ካልሆነ በግዴታ በስራችን ላይ እንዲገባ ማድረግ አንችልም ምክንያቱም በግዴታ ያመጣነው ሰው እንግዲህ በፍላጎት ስራውን በጥሩ ሁኔታ ሊያከናውን ስለማይችል ማለታችን ነው። እናም እንግዲህ ጥሪ ስናደርግ እንደተባለው የምናስተላልፍበት ጥሪ የምናስተላልፍበት መሳሪያ ወይም ደግሞ ያስተላለፍንበት መንገድ የተለያየ ሲሆን የተለያየ ወይም ደግሞ የስራ ጥሪያ የምናደርገውንም ሊወስነው ይችላል ማለት ነው። ምክንያቱም ያው የተነጋገርነው ነው እንግዲህ ሰዎች በተለያየ ነገር ያንን የስራ ጥሪ ላይሰሙትና ሊያውት ይችላሉ ለምሳሌ ስልክ ላይኖራቸው ይችላል በስልክ በቀላሉ አሁን ጊዜ በተለይ ደግሞ የስራ ጥሪ የሚታየው ብዙ ጊዜ በስልካቸው። ማህበራዊ ሚዲያን ማግኘት እና ማዳመጥ ወይም ደግሞ መጠቀም ስለሚችሉ ከስልካቸው ቀጥታ ያኔ የተደረገን ጥሪ መስማት ይችላሉ ነገር ግን አንዳንድ ሰዎች ስልክ ላይኖራቸው ይችላል ማለት ነው። እንግዲህ ይህ ከሌላቸው ያው ጥሪውን ቢደጋገም ጥሩ ነው በቴሌቪዥን ወይም ደግሞ ከሌላ ሰው ሊሰሙት ስለሚችሉ ማለት ነው። እናም እንግዲህ እንግዲህ ጥሪ የምናደርግበት አይነት የተለያየ ይሆናል ማለት ነው። ይህም ሲባል እንግዲህ ቀጥታ የስልክ ጥሪ በማድረግም ሊሆን ይችላል እንዲሁም ደግሞ የተለያዩ ማስታወቂያዎች ላይ አብረን እንትን በማለት በማስታወቂያ መልኩ የስራ ጥሪ ልናደርግ እንችላለን ማለት ነው። በተለይ በአሁኑ ሰዓት እንግዲህ በማስታወቂያ ይለጠፋል ማለት ነው። እንደዚህ አይነት ሰው እንፈልጋለን የዚህን ብዛት እንደዚህ አይነት በዚህ የሙያ ዝርፍ የተመረቀ ተብሎ ዝርዝር መረጃዎች ወይም ደግሞ ለስራው በጣም አስፈላጊ የሆኑ በስራው ላይ መካተት ያለባቸውን ነገሮችን በጣም ተዘርዝረው ለሚመጣው ወይም ደግሞ ጥሪ ለሚደረግለት አካል ተዳራሽ እንዲሆን የሚያደርጉ የተለያዩ ዘዴዎችን የምንጠቀምበት ሁኔታ አለ ማለት ነው። እናም እንግዲህ ጥሪ ስናደርግ አሪፍ እና ጥሩ የሆነውን መንገድን መምረጥ ያስፈልጋል ምክንያቱም በጣም ተደጋጋሚ የሆነ ጥሪ ላለማድረግ በአንዴ እና በሁለቴ ብቻ ጥሪ ብዙ የፈለግነውን ሰው ማግኘት እንድንችል ጥሩ መንገድ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የምትወደው መተግበሪያ ምንድነው? የሚለውን ጥያቄ ምላሽ ለመስጠት እወዳለሁ። እንግዲህ በጥያቄው መሰረት ምላሽን ለመስጠት ፈልግ። ብዙ አይነት መተግበሪያዎች ያሉ ሲሆን ከእነዚህ መተግበሪያዎችም መካከል እንግዲህ የቴሌግራም መተግበሪያ የዩቲዩብ መተግበሪያ የኢሞ መተግበሪያ እንዲሁም የፌስቡክ መተግበሪያዎች ይገኙበታል ማለት ነው። እናም ከእነዚህ መካከል እኔ በጣም አብዝቼ የምወደው የቴሌግራም መተግበሪያን በአሁኑ ሰዓት በጣም የምጠቀመው እና የምወደው መተግበሪያ ነው ማለት ነው። ምክንያቱም እዚህ መተግበሪያ ላይ እንግዲህ የተለያዩ ጠቃሚ የሆኑ መረጃዎችን የማገኝበት ነው ማለት ነው። እንግዲህ ይህ መተግበሪያ በጣም አስፈላጊ የሆነ እና የተለያዩ ማህበራዊ ሚዲያዎችን በቀላሉ ማግኘት እና ከእነዚህ ማህበራዊ ሚዲያዎች ላይ እንግዲህ የፈለግነውን ወይም ደግሞ እኛ መስማትና ማድመጥ የፈለግነውን ነገር መርጠን መስማት ማርመጥ እንችላለን። ይህ የቴሌግራም መተግበሪያ እንግዲህ በወቅቱና በሰከንድ ውስጥ ወይም ደግሞ በደቂቃዎች ውስጥ ምን እየተከናወነ በአለማችን ላይ እንዳለ። እነዚህን መተግበሪያ በመተግበር ከተለያዩ ማህበራዊ ሚዲያዎች ላይ ገብተን እንግዲህ የፈለግነውን ነገር ማግኘት እና መጠቀም እንችላለን። እንዲሁም ደግሞ እኛም ደግሞ ከፈለግን የተለያየ መረጃ ካለን ያንን የምንፈልገውን መረጃ ጥያቄ ሊሆን ይችላል አስተያየት ሊሆን ይችላል። እንዲሁም ደግሞ የተለያየ መጽሐፍ እና መላክ የፈለግነውን ነገር በዛ በመተግበሪያ እንግዲህ መላክ እንችላለን። ለምሳሌ በዚህ በቴሌግራም መተግበሪያ እንግዲህ ከተለያዩ ጓደኞቼ ጋር የተለያየ ነገር እንላላካለን። ለምሳሌ የትምህርት መሳሪያዎች ሊሆን ይችላሉ ስለ ትምህርታችን የሚያግዙ የተለያዩ የትምህርት የሚያግዙ ብዙ አይነት ነገሮችን ልንለላክ እንችላለን። ፎቶ መለላከን እንችላለን። እንዲሁም ደግሞ ሌላ ሌላ ነገሮችን ልንላላክ ቪዲዮዎችን ልንላላክ እንችላለን ማለት ነው። እና ይህ የቴሌግራም መተግበሪያ በጣም አብዝቼ የምወደው ለመጠቀም እጅግ በጣም ቀላል በመሆኑ ይሄን የቴሌግራም መተግበሪያ በጣም እንደወደው አድርጎኛል። ሌላው የወደድኩበት ምክንያት ደግሞ እንግዲህ በክላስ ውስጥ ያለውን ምሳሌ ክፍል ወይም ደግሞ ዛሬ ትምህርት አለ የለም የሚለውን እንግዲህ የክፍል ተወካዮችን የሚያሳውቀን በዚህ በቴሌግራም መተግበሪያ ነው። ይህ የቴሌግራም መተግበሪያን በመጠቀም እንግዲህ የተለያዩ ነገሮችን በክላስ ውስጥ ወይም በክፍል ውስጥ ያሉ ነገሮችን የምንለዋወጥበት ነው። እንዲሁም ደግሞ በዚሁ የተለያዩ የትምህርት ጥያቄዎች ሊሆኑ ይችላሉ ፈተናዎች እንዲሁም ደግሞ የተለያዩ ነገሮችን በዚህ ቴሌግራም እየተቀያየርን እየተለዋወጥን ስለምንቀያየር ይህ መተግበሪያ እንግዲህ እንደወደው አድርጎኛል። ከዚህ በመቀጠል እንግዲህ የ ዩቲዩብ መተግበሪያ በጣም የምወደው መተግበሪያ ነው። እንግዲህ ዩቲዩብ ላይ ማግኘት የማንችለው ማ አንድም ነገር የለም። ማለትም ቴክኖሎጂ እንግዲህ ብዙ ጠቀሜታዎች አሉት ብለናል እናም እነዚህ የቴክኖሎጂ ጠቀሜታዎችን እንግዲህ የይቱይብ መተግበሪያን በመጠቀም የፈለግነውን ነገር በቀላሉ ማግኘት እንችላለን ማለት ነው። ለምሳሌ ብንወስድ እንግዲህ ሀገሪቱ አሁን ላይ ያለችበትን ሁኔታ እንግዲህ ሁላችንም የምናውቅ ነው። እና እንግዲህ በአካባቢያችን ላይ እኛ ተ አካባቢያችን ወጥን የምንኖር ሰዎች በተለይ አካባቢያችን ላይ ምን ተሰራ ዛሬ ምን ተደረገ የሚለውን ይህንን የ የይቱብ መተግበሪያ በመጠቀም እየፈለግነውን አይነት መረጃ ከዛ ስለምናገኝ እና ያንን መጠቀም በማስቻሉ እንግዲህ የይቱብ መተግበሪያን በጣም እወደዋለሁ። ሌላኛው እንደወደው ያደረገኝ መተግበሪያ ይህን መተግበሪያ እንደወደው ያደረገኝ ሌላኛው ምክንያት ደግሞ ከዩቲዩብ ላይ ትምህርትን የሚያግዙ የተለያዩ ቪዲዮዎች ስለሚሰሩ ማለት ነው። በጥሩ በጥሩ አስተማሪዎች የተሰሩ ቪዲዮዎችን እንግዲህ ብዙ ጊዜ የምናገኘው ከዚህው ከዩቲዩብ መተግበሪያ ነው ማለት ነው። እና ይህ ዩቲዩብ መተግበሪያ እጅግ በጣም አሪፍ ነው። ለመጠቀምም ያን ያህል ከባድ እሚባል አይደለም። እና እዚህ ዩቲዩብ ላይ በመግባት እንግዲህ ኢንተርኔትን ተጠቅመን ማለት ነው የፈለግነውን መረጃ ከዛ ውስጥ መርጠን ዳውንሎድ አድርገን ወይም ደግሞ አውርደን ለሌላ ጊዜ መጠቀም እንችላለን። ከፈለግንም እዛው ላይ መስመር ላይ እያለ ሳናወርድ መከታተል መማር እንችላለን። እናም እንግዲህ ይህ የዩቲዩብ መተግበሪያ ለኔ በሁለተኛ ደረጃ የምጠቀመውና እጅግ በጣም የምወደው የመተግበሪያ አይነት ነው ማለት ነው። እንግዲህ በዚህ መተግበሪያም የተለያዩ ነገሮችን ልንማርበት እንችላለን። ስለ ህይወት ሊሆን ይችላል እንዲሁም መንፈሳዊ ትምህርቶችም እንዲሁ በዚህ ላይ ይለቀቃሉ። እና ለምስጋና ለቴክኖሎጂ ይሁንና ማንኛውም ነገር እንግዲህ ቴክኖሎጂን ተጠቅመን የትም ሳንንቀሳቀስ አለንበት ቦታ ሆነን በማንኛውም ሰዓት የፈለግነውን አይነት መረጃ ማግኘት እንዲሁም ደግሞ የፈለግነውን ትምህርት መከታተል ስለሚያስችሉን እነዝህ መተግበሪያዎች እጅግ በጣም ጠቃሚና የሚወደዱ ናቸው። ማለት ነው ሁለቱን አብዝቼ ከሌሎቹ የምወዳቸው

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የቀረበልኝን ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። ጥያቄም እንግዲህ መብራት ሲቆረጥ ምን ታደርጋለህ የሚል ጥያቄ ነው? እናም እንግዲህ ይህን ጥያቄ መሰረት በማድረግ ለጥያቄው ተመጣጣኝና አስፈላጊ የሆነውን ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ የጥያቄውም መብራት ሲቆረጥ ምን ታደርጋለህ ለሚለው መብራት ሲቆረጥ እንግዲህ ብዙ አይነት ነገሮችን አደርጋለሁኝ በመጀመሪያ ደረጃ እንግዲህ የተቆረጠው መብራት። ቀላል የሚባል ወይም ደግሞ የተቆረጠው በቀላል ችግር ወይም ምክንያት ከሆነ ይህንን መብራት የምችለው ከሆነ ይህንን መብራት እንግዲህ ልቀጥል እችላለሁ ማለት ነው። ቀጥዬ መጠቀም እችላለሁ ይህም ሲባል የተቆረጠበት ምክንያት ለምሳሌ ተስቦ ወይም ደግሞ ተወጥሮ እንዲሁ ወይም ደግሞ በደንብ አልታሰር ብሎ የተቆረጠ ከሆነ ይህንን መብራት እኔው ራሴ ልቀጥለው እችላለሁ ማለት ነው። ነገር ግን እየተቆረጠው እንግዲህ የተለያዩ ግንኙነቶች አድርጎ መብራቱ ተቃጥሎ ከሆነ ግን እንግዲህ ብዙ ምርመራዎች ስለሚያስፈልገው ባለሙያ ጠርቼ ይህንን መብራት ላስቀጥል እችላለሁ ማለት ነው። ምክንያቱም እኔ እንዲሁ ዝም ብዬ በልምድ ብቀጥለው ምናልባትም የኮንታክት ወይም ደግሞ እንዲቃጠል ያደረገው ምክንያቶች እንግዲህ ባለአግባቡ ተቀጥሎ ሊሆን ስለሚችል ሌላ ሰው ባለሙያ አምጥቼ ያንን አሳይቼ እሱ እንግዲህ እንዲቀጥለው አደርጋለሁ ማለት ነው። ምክንያቱም መብራት ከተቆረጠ የመብራቱ ፍሰት ስለማይኖር መብራትን በቀላሉ መጠቀም አንችልም ማለት ነውና። እንዲህ አይነት ነገሮች እንግዲህ ወዲያውኑ ሊከናወኑ ይገባል። ነገር ግን መብራት መቀጠል ቀላል የሚባል ነገር አይደለም ምክንያቱም ሙያን የሚጠይቅ ነገር ነው። ዝም ብለን ያለሙያ ያለምግባብ በተለይ ደግሞ ህፃናት የሚነኩት ከሆነ ለህይወት እጅግ በጣም አሰጊ ነው ማለት ነው። ምክንያቱም ይህን መብራት ህፃናት ወይም ደግሞ ማንኛውም ሰው እንዲሁም እንስሳት ከነካው ሊገድል ስለሚችል ማለት ነው ይገድላል። እናም ይህንን እንግዲህ አዳጋ ላለመቀበል እና ይህን አዳጋ በሰዎች እና በእንስሳቶች ላይ እንዳይደርስ ለማድረግ የተቆረጠውን መምራት። ከቻልን መቀጠል ካልሆነም ደግሞ ይሄን የተቆረጠ መንገድ ላይ ከሆነ ለምሳሌ ሰዎች እና እንስሳት በማይደርሱበት ከፍ ያለ ቦታ ላይ የሚቀጥለው አካል እስከሚመጣ ድረስ ልናስቀምጠው ይገባሃል ማለት ነው። ሌላኛው ደግሞ እንግዲህ የተለያዩ መሳሪያዎችን በመጠቀም ይህንን የተቆረጠን መብራት ልንጠቀም እንችላለን ማለት ነው። ነገር ግን መብራቱ ተቆርጦ የሚቀጥልልን ከጠፋ እኛም ቆርጠን ካልቻልን ደግሞ መብራት በቤታችን ውስጥ ስለማይኖር እንግዲህ ሌላ ሻማ። ወይም ደግሞ ሌላ ብርሃን አመንጭ የሆኑ ነገሮችን ተጠቅመን እንግዲህ በመብራቱ ምትክ ልንጠቀም ግድ ይለናል ማለት ነው። እናም ይሄንን ለማድረግ እንግዲህ በመጀመሪያ የመብራቱን ችግር ማወቅ የግዴታ ይለናል ማለት ነው። እንደውም አስታውሳለሁ አንድ ጊዜ ተማሪ ያለን በነበረበት ወቅት ከፍተኛ የሆነ ስቶፍ ወይም ደግሞ የኤሌክትሪክ የመብራት ምድጃ የሚጠቀሙ ሰዎች በጣም ብዙ በመሆናቸው ምክንያት ማለት ነው። እንግዲህ መብራቱ ተቆረጠ ማለት ነው። እናም በዚህን ጊዜ መብራት ሳይኖር ሳናቅኝ ነው ያደርነው ማለት ነው። እና ይሄም እንግዲህ ብዙ አይነት ምክንያቶች አሉት ማለት ነው። የሚሆንበት ያው እንደነገርኳችሁ ከፍተኛ የሆነ የመብራት በሹቦ የመብራት ፍሰት ወይም ደግሞ የኮረንቲ ፍሰት በሚኖርበት ጊዜ ይህ መብራት እንዲቆረጥ ምክንያት ይሆነዋል ማለት ነው። እና ስለዚህ መብራት መቆረጥ እንግዲህ ብዙ አይነት ምክንያቶች ሊጠቀሱ ይችላሉ ማለት ነው። እናም እነዚህ ምክንያቶቹን በመረዳት እንግዲህ በጥሩ ሁኔታ ይህ መብራት በድጋሚ ሊቀጠል ግድ ይላል። ያ ካልሆነ ግን እጅግ በጣም ከባድ እና መብራት ከሌለ ደግሞ የተለያዩ ስራዎችን ለማቀናወን እንቸገራለን እናም። በተለይ ደግሞ እንደዚህ በጭርጭር ምናምን የሚሰሩ ሰዎች እና ማሽን የሚጠቀሙ አይነት ሰዎች ከሆኑ መብራት በሚቆረጥበት ጊዜ ወዲያውኑ ተራሩጠን መብራትን ልናስቀጥል ይገባን ምክንያቱም። ኤሌክትሪሺያን ወይም ደግሞ ሰሪ ሙያ ሰሪ ባለሙያዎች ስለሚኖሩ እነሱ ሰዎች እንግዲህ ይህንን መብራት በሙያቸው መሰረት ሊቀጥሉት ግድ ይላል ማለት ነው። እንጂ መብራት ዝም ብሎ በዘፈቀደ የሚቀጠል አይነት ነገር አይደለም ምክንያቱም ይህ መብራት ወይም ደግሞ ኮረንቲ ለሰው ልጅ በጣም አደገኛ ነው። ካገኘ የሰው ልጅ በሰከንዶች ውስጥ ጸጥ የሚያደርግ የሚገድል በመሆኑ ሁላችንም ጥንቃቄ ልናደርግ ይገባል። እና መብራት ሲቆረጥ እንግዲህ ይሄን የምከተላቸው መስፈርቶች። የምችል ከሆነ መቀጠል የማልችል ካልሆነ ደግሞ ባለሙያ ጠርቼ ችግሩን እንዴት እንደተቆረጠ ምክንያቱን በመንገር እንግዲህ በጥሩ ሁኔታ እንዲቀጥልና አሪፍ የሆነ የመብራት ፍሰት እንዲሆን ማድረግ ነው። እንጂ ሌላ ማድረግ እንደማልችል ከወዲሁ እናገራለሁ ማለት ነው

ሰላም ሰላም ቤት አሰብ ጤና ይስጥልኝ እኔ እጅግ በጣም ደህና ነኝ እናንተ እንዴት ናችሁ? እኔ በጣም በጣም ደህና ነኝ። እንግዲህ የቀረበልኝን ጥያቄ ምላሽ ለመመለስ እወዳለሁ። ጥያቄውም እንግዲህ መታጠቢያ ቤት? በመታጠቢያ ቤት ውስጥ ትዘምራለህ የሚል ነው ማለት ነው። አዎ መታጠቢያ ውስጥ እዘምራለሁ እንግዲህ መታጠቢያ ውስጥ ብዙ ሰው ሲገባ ዝማሬ ይዘምራል ማለት ነው። እንግዲህ መታጠቢያ ውስጥ ከሌሎቹ ቦታዎች ለምን እንደሆነ ባላውቅም ሁሉም ሰው መዝሙር ሲዘመር ወይም ደግሞ ሲያዳምጥ እንሰማለን። እና እኔም እንግዲህ እነዚህ መታጠቢያ ውስጥ እዘምራለሁ ይህ ዝማሬ እንግዲህ ያው የተለያየ መንፈሳዊ ዝማሬ ነው ማለት ነው የምዘምረው። እናም ይሄን ትማሬ የማደርገው እንግዲህ በምታጠብበት ሻወር ቤት ሆኜ ነው ማለት ነው። በተለይ ደግሞ የፕሮቴስታንት እምነት ተከታዮች በከፍተኛ ሁኔታ ሲዘምሩ ይታያል። እኛን እንኳን ያው አንዳንዴ ዘፈንም አለማዊ የሆኑ ዘፈኖችን እንጨምራለን ማለት ነው። እነዚህ ሰዎች ግን ለምን እንደሆነ ባላውቅም ሙዚቃ ፈጽሞ አያዳምጡም ይመስለኛል ያው ኩናኔ ስለሆነ ብለው ስለሚያምኑ ይሆናል ነው ደሞም ነው። እናም እነዚህ ሰዎች እንግዲህ እዚህ መታጠቢያ ቤት በሚገቡበት ጊዜ ይህንን ሙዚቃ ከፍተው ማዳመጥ እጅግ በጣም ያስደስታቸዋል። እናም ይህንን ዝማሬ እንግዲህ ከስልክም አንዳንዴ ይዘምራል እየከፈተው ያንን እያዳመጡ ይዘምራሉ። ብዙን ጊዜ ግን መዝሙርም መሰለኝ የሚሸመድዱ ይሄንን መዝሙር እንግዲህ በሚታጠቡበት ጊዜ በሚታጠቡበት ጊዜም ሳይሆን ሽንት ቤት ገብተውሁላ እንደሚዘምሩ እኔ ያየሁትና የተረዳሁት ነገር ነው ማለት ነው። እናም እንግዲህ ሻወር ቤት ወይም ደግሞ መታጠቢያ ቤት። መዘመር ይኸው ሁሉም ሰው በብዛት ያደርገዋል ማለት ይቻላል። እናም እኔም እንደሌላው ሰው እንግዲህ በምታጠብበት ጊዜ ዝማሬ እዘምራለሁኝ። እናም መዘምር ያስደስተኛል። አንድ ጓደኛ አለኝ እንደውም እጅግ በጣም መዝሙር የሚችልና ሄሊ መታጠቢያ በሚገባበት ጊዜ ልክ ቤተክርስቲያን እሄደ ይመስለውና መሰለኝ። በከፍተኛ ሁኔታ ድምጡን ጎላ አድርጎ በመዝሙር ይቀውጠዋል ማለት ነው። እናም ሌሎቹ ሰዎች ደግሞ ይስቃሉ እንዴ? ምንድን አስቦ ነው ቤተክርስቲያን የገባው መሰለው ወይ እያሉ? ይሳለቁበታል ማለት ነው። እናም ቶሎ እንኳን አይወጣም ማለት ነው ዝማሬውን እየዘመረ ያንን ዝማሬ እስካልጨረሰ ድረስ እጅግ በጣም ይቆያል እና። እንግዲህ እንደዚህ ይህ መረጃ የሚያስረዳው አብዛኛው ሰው ሽንት ቤት ማነው ሽንት ቤት እና ሻወር ቤት ወይም ደግሞ መታጠቢያ ቤት በሚገባበት ጊዜ መዘመር ያስደስተዋል ማለት እንችላለን ማለት ነው። እንግዲህ መዘመር ብዙዎችን የሚያስደስተው መታጠቢያ ቤት ሲገቡ ዝማሬ የመዘመር በጣም ደስ ይላቸዋል። እኔም እንደሌሎቹ እንደዚሁ መዘመር ደስ ይለኛል የምዘምረው ግን። ስልክ ከፍቼ ስልኩን እያዳመጥኩ ወይም ደግሞ ያንን እየተከተልኩ መዘመር እጅግ በጣም ደስ ይለኛል። ምክንያቱም ደግሞ እንዲሁ ዝም ብዬ የማልዘመርበት ዋነኛው ምክንያት። ምክንያት የራሴ ምክንያት አለኝ ይህም እንግዲህ መዝሙር መዘመር በደንቡ ስለማልችል ብዙ መዝሙሮችን ስላልሸመደድኩ ማለት ነውና ግጥማቸው ስልም እና። ዜማቸው ስለሚጠፋብኝ ከስልኬ ድምጣቸውንና ዜማቸውን እንግዲህ በመከተል አብሬያቸው መዘመር ያስደስተኛል ማለት ነው። እና ብዙ ሰው እንደዚህ አይነት ዝማሬዎችን መታጠቢያ ውስጥ በሚገባበት ጊዜ ሲያደርግ ይታያል። እናም ሁላችሁም እንግዲህ እንደዚህ አይነት ነገር ልታደርጉ ትችላላችሁ። የኔ ጊዜ ያው እንደዚህ ነው ማለት ነው። እና ይህ መዘመር በብዛት ግን ይህ ይታያል። የሴቶችን ባላውቅም ወንዶች ወደ መታጠቢያ ሲገቡ በከፍተኛ ሁኔታ ሲዘምሩ ይታያሉ ማለት ነው። እናም እንግዲህ ሰው እንደ የተለያየ ባህሪው ወይም ደግሞ እንደሚከተለው የእምነት መሰረት ማለት ነው። ያንን የእምነቱን የሚከተለውን የእምነት ሁኔታ በመከተል ዝማሬን ይዘምራል ማለት ነው እንግዲህ በተለይ እንደተናገርኩትም የፕሮቴስታንት ወይም ደግሞ ፔንጤ ተብሎ የሚጠራው የእምነት አማኝ ወይም ደግሞ የእምነት ተከታይ ማህበረሰብ። ለመታጠቢያ ቤት በሚገባበት ጊዜ በከፍተኛ ሁኔታ ሲዘምሩ እንሰማለን ማለት ነው። እና እኛም ግን እንዘምራለን አሁን እኔ የምከተለው የኦርቶዶክስ ምንም ተከታይ ነው እና። ያው አንዳንድ ሰዎች ማለትም የተወሰኑ ሰዎች ያው ብዛት ባይባልም እንደ ፕሮቴስታንቶች። መታጠቢያ ውስጥ ገብቶ ሲዘምሩ እንሰማለን ስልካቸውን በመጠቀም። ወይም ደግሞ ጂፓስ ይዘው እነዛ እየዘፈኑ ማለትም እየዘመሩ። እነዛን እየተከተሉ መዘመር በጣም እያስደስታቸዋል ማለት ነው። እና እኔም እንደሌሎቹ ሁሉ እኔም እንደዛው ያስደስተኛል ነገር ግን። ግጥምና ዜማውን ስለማልችለው። የተለያዩ መሳሪያዎችን በመጠቀም ለምሳሌ ስልኬን ሊሆን ይችላል ጅፓስ በመጠቀም እዛ መታጠቢያ ውስጥ በምገባበት ጊዜ አብሬ ያንን እየዘመርኩ እታጠባለሁኝ ማለት ነው። ይሄም ደግሞ የሆነበት ምክንያት ሲመስለኝ። የሆነ ጸበል የገባው አይነት ስሜት ይሰማኛል ውሃው ሲፈስብኝ እናም ዘምር ዘምር ይለኛል

ሰላም ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ የቀረበልኝ ጥያቄ ምላሽ ለመስጠት እወዳለሁ ጥያቄውም የምትወደው መጽሐፍ ምንድነው ይላል? እንግዲህ እኔ ብዙ አይነት መጽሐፎችን እወዳለሁ እነዚህን መጽሐፎች የምወዳቸውን እንግዲህ አነባቸዋለሁ ማለት ነው። እናም ከምወዳቸው መጽሐፍ መካከል ልቦለድ መጽሐፍትና የተለያዩ መንፈሳዊ መጽሐፍ ማንበብ እጅግ በጣም ያስደስተኛል ማለት ነው። ለምሳሌ ከልብ ወለድ መጽሐፎች ብንጠቅስ ፍቅር እስከ መቃብር የሚለው የልብ ወለድ መጽሐፍ በጣም ይመቸኛል። እናም ይህን የልብ ወለድ መጽሐፍ እንግዲህ ለብዙ ጊዜ አንብቤዋለሁ ወደ ሶስት ጊዜ ለሚሆን ደጋግሜ አንብቤዋለሁ ማለት ነው። በተለያየ ሰዓት ምክንያቱም ይህንንም ደጋግሜ ያነበብኩበት ምክንያት እንግዲህ መጽሐፉን ሳነበው እጅግ በጣም ደስታን ይሰማኛል ማለት ነው። እንግዲህ እዚህ መጽሐፍ ውስጥ ብዙ አይነት የገጸ ባህሪያቶች አሉ ማጥረው። ከእነዚህ ከገጸ ባርያቶች ውስጥ ግን እኔን በጣም ደስ የሚሉኝ ጉዱ ካሳ። እንዲሁም ደግሞ በዛብህና ሰብለ ወንጌል በጣም የምወዳቸውና ተገጸ ባህሪያቶች ውስጥ የእነሱ ያሉበት ወይም ደግሞ እነሱ በተግባራት ውስጥ በሚኖሩበት ፓርት በተለይ ወይም ደግሞ ክፍል እጅግ በጣም እወደዋለሁኝ ማለት ነው። እና እንግዲህ ሰዎች የየራሳቸው የሆነ የመጽሐፍ ምርጫ ይኖራቸዋል ማለት ነው። እናም ይህንን መጽሐፍ እንግዲህ ለሶስት ጊዜ በተከታታይ ማለትም አንዴ ጨርሼ ደግሞ ትንሽ ቆይቼ በድጋሚ እንዲሁም ለሶስተኛ ጊዜ እንዲሁ እያደረኩ አዳምጬዋለሁ ማለት ነው። እናም ሰዎች እንግዲህ የየራሳቸው ምርጫ ሊኖራቸው ይችላል። ሁለተኛው ደግሞ መንፈሳዊ መጽሐፍ ማንበብ በጣም ያስደስተኛል ማለት ነው። እንግዲህ ከዚህ ከመንፈሳዊ መጽሐፍ ላይ ለምሳሌ መዝሙረኛው ዳዊት እየጻፈው አለ ወይም ደግሞ መዝሙረ ዳዊት የሚባለውን በብዛት ግን የማነበው ደግሞ መጽሐፍ ቅዱስ የሚባለውን መጽሐፍ በጣም በከፍተኛ ሁኔታ አነበዋለሁ። እንግዲህ ይህ መጽሐፍ ቅዱስ። በተለይም ደግሞ ለእምነት ማለትም ለኦርቶዶክስ የእምነት ተከታይ በከፍተኛ ሁኔታ የሚያገለግልና የእግዚአብሔር ቃላተ ወንጌል ወይም ደግሞ የእግዚአብሔር ቃሎች የተጻፉበት እኛ የሰው ልጆች መንፈሳዊ ህይወታችንን ለማስተካከል ወይም ደግሞ የምንጠብቃትና የምንመኛትን ገነትን ወይም ደግሞ የሰማይ ቤታችንን ለመውረስ እንግዲህ ይህንን መጽሐፍ በማንበብ ጥሩ ነገር ለጽድቅ የሚሆኑ ነገሮችን ልናከናውን ግድ ይላል እና ይህንን መጽሐፍ ሳነብ በጣም ደስ ይለኛል እናም እንባዬ ይመጣል ማለት ነው። ይሄ የሆነበትም በጣም ስለምወደው ምስጥ የሚያደርግና እግዚአብሔር አለምን የፈጠረበት ረቂቅ ሁኔታ የሚያሳይ በመሆኑ እንግዲህ ይህንን መጽሐፍ ማንበብ እጅግ በጣም ያስደስተኛል ማለት ነው። ሆኖም ግን በስራ መውጥረት ምክንያት ይህንን መጽሐፍ እንግዲህ ብዙ ጊዜ አላየውም ምክንያቱም በትምህርት ላይ እያለህ ብዙ ነገሮች ትሰራለህ ብዙ ነገሮች ታነባለህ እና ይህንን መጽሐፍ ለማንበብ ጊዜ ስለሌለኝ በተደጋጋሚ በእርግጥ አላነበውም ግን ደግሞ አልፎ አልፎ ይሄን መጽሐፍ በማነበበት ጊዜ ውስጤ በደስታ በሀሴት ትመላለች ማለት ነው ምክንያቱም እንግዲህ ከዛ በማንበብ ብዙ ነገር እንደማውቅ ተስፋ ስለማደርግና ያነበብኩትም ደግሞ ወደ ተግባር እቀይራለሁ ብዬ ስለማምን ነው ማለት ነው። እንግዲህ ይህ መጽሐፍ ማለት በጣም ወሳኝ የሆነ ነገር ነው። ምክንያቱም የእምነት ተከታው እንግዲህ ይህንን መጽሐፍ በማንበብ ምን ምን ማድረግ እንዳለበት የእግዚአብሔርን ቃል ለማክበር ወይም ደግሞ የምንመኛትን መንግስተ ሰማያትን ለመውረስ የሰው ልጅ የግድ መከተል ያለበት ማከናወን ያለበት ተግባር አለና ነው። ምክንያቱም የሰው ልጅ በምድር ሲኖር የሰማይ ቤቱን ማበጀት የግዴታው ነውና። የግድም እንግዲህ ይቺ ምድር ማለት ለኛ ምንም ያልሆነች ወይም ደግሞ የኪራይ መኖሪያችንን መሆኗን አውቀን ሁላችንም የሰሜን ቤት የሰማይ ቤታችንን ልናበጅ ገባል ይህ የሰማይ ቤታችን ልናበጀ ደግሞ መጽሐፍ ቅዱስን በደንቡ የተረዳንና ያንንም የተረዳነውን ወደ ተግባር መዋል መቻል ከእያንዳንዳችን የሚጠበቅ በመሆኑ መጽሐፍ ቅዱስ ማንበብ ወይም ደግሞ ከዚህም በተጨማሪ ሌሎች መንፈሳዊ የሆኑ መጽሐፍትንም ማንበብ በጣም ደስ ይለኛል ማለት ነው። የተለያዩ መጽሐፍት እንግዲህ ተጽፏል እነዛን መጽሐፍት እንግዲህ ማንበብ መንፈሳዊ የሆኑ ነገሮችን ማንበብ እጅግ በጣም ደስ ይለኛል። በአባ ገብረ ኪዳን የተጻፉ ብዙ አይነት መጽሐፎች አሉ። ለምሳሌ ስርዓተ ቤተክርስቲያን የምትል አለች ስርዓተ ቤተክርስቲያን እንግዲህ ቤተክርስቲያን ስንገባ ምን ምን ማከናወን አለብን ምን ምን ማድረግ አለብን የሚለውን ነገር የምታስረዳን መጽሐፍት ናት። እናም ይቺን መጽሐፍ ማንበብ በጣም ደስ ይለኛል ምክንያቱም በስህተት ቤተክርስቲያን ላይ ስህተት እንዳልሰራ ወደ ቤተክርስቲያን ስሄድ መከተል ያለብኝን ህግና ደንቦች ስርዓቶችንና መከተል ያለብኝን እያንዳንዱን ተግባራት ስለምታስረዳኝ ነው ማለት ነው። እናም እኔ

ሰላም ጤና ይስጥልኝ እንግዲህ በምን ሰዓት ትነሳለህ? የሚለውን ጥያቄ ምላሽ ለመስጠት እወዳለሁ። እንግዲህ እኔ አዘውትሬ የምነሳው ጠዋት ከአሥራ ሁለት ሰዓት እስከ አስራ ሁለት ተኩል ባለው ሰዓት ውስጥ። መነሳት በጣም ደስ ይለኛል ማለት ነው። ምክንያቱም እኔ ጠዋት ወደ ስራው ከመሄዴ በፊት ጠዋት ተነስቼ በመጀመሪያ ፊቴን እታጠባለሁኝ ማለት ነው ፊቴንና እጄን ከታጠብኩኝ በኋላ የተወሰነ ስፖርት ማሟሟቂያ ሰርቼ የተለያዩ ስፖርቶችን አከናውኜ ነው ወደ ስራ የምገባው እና ብዙ ጊዜ የሚነሳው እንግዲህ በዚህ የሰዓት ልዩነት ውስጥ ነው ማለት ነው። ከአሥራ ሁለት ሰዓት እስከ አስራ ሁለት ሰዓት ተኩል ባለው እነሳና፤ እስከ አንድ ሰዓት ተኩል የሚሆን እንግዲህ ስፖርት ከሰራሁኝ በኋላ ቁርስ ጾም ካልሆነ ቁርሴን በልቼ ወደ ስራ የምሄድበት ጊዜ ነው ማለት ነው። እናም እንግዲህ ይህንን ጠዋት ቀስቅሼ የምንነሳበት ምክንያት እነዚህን ተግባራት ለማከናወን ገስግሶ መነሳት ግዴታ ስለሆነ ጠዋት ላይ እነሳለሁ። እንግዲህ ጠዋት ላይ መነሳት ብዙ ጠቀሜታዎች አሉት ማለት ነው። በተለይ ወንድ ልጅ ተኝቶ ማርፈድ የለበትም ጠዋት ተነስቶ ስፖርት መስራት ወደ ስራ ከመሄዱ በፊት የተለያዩ የስፖርት እንቅስቃሴዎችን ማድረግ፤ ከሰው የሚጠበቅ ከወንድ ልጅ የሚጠበቅ ተግባር ነው ማለት ነው። ምክንያቱም ወንድ ልጅ ስፖርት መስራት አለበት። በነገራችን ላይ ወንድ ልጅ ብቻም ሳይሆን በቃ ሁሉም የሰው ልጅ ስፖርት ቢሰራ በጣም አሪፍ ነው። እንግዲህ ስፖርት ማለት ብዙ ጠቀሜታዎች እንዳሉት ሁሉም ሰው እያውቃል ማለት ነው። እና ምክንያቱም የስፖርት ጠቀሜታዎች ለምሳሌ ተቀላሉ ብንነሳ ስፖርት እንግዲህ የተለያዩ ማህበራዊ ግንኙነቶችን ለመፍጠር ስፖርት እጅግ በጣም አስፈላጊ ነው። ከዚህም በተጀማረ እንግዲህ በጤናችን ውስጥ ከፍተኛ የሚባለውን ድርሻ ከምግብ ቀጥሎ ስፖርት ይይዛል ማለት ነው። ምክንያቱም እንግዲህ የሰው ልጅ ስፖርት የተለያዩ ስፖርቶችን በመስራት እንግዲህ በሽታን መከላከል እንደሚችል ሳይንስ ወይም ደግሞ ጥናቶች ያስረዳሉ ማለት ነው። ምክንያቱም ስፖርት ማለት እንግዲህ የተለያዩ በሽታዎችን ለመከላከል ልክ እንደ ምግብ ሁሉ ስለሚያገለግለን ማለት ነው። መከላከል ብቻ አይደለም እንግዲህ በሽታዎች ይዘውን ከሆነ ለራሱ እንደዛ በሽታዎች እንግዲህ ስፖርት መስራት ማቃለል እንደምንችል የተለያዩ ዜናዎች ወይም ደግሞ የተለያዩ መፅሄቶች የተለያዩ ዘገባዎች ወይም ደግሞ የተለያዩ ነገሮች ያስረዱናል ማለት ነው። እናም ጠቅለል ሲል እንግዲህ ስፖርት መስራት ለሰው ልጅ እጅግ በጣም ጠቃሚ የሆነ ነገር በመሆኑ የሰው ልጅ እንግዲህ ጠዋት ተነስቶ ስፖርት ሊሰራ ግድ ይላል ማለት ነውና ይሄን ለማከናወን እንግዲህ ገስገስ ብዬ እኔም እንደዚሁ ከአሥራ ሁለት ተኩል እስከ አንድ ሰዓት ባለው ጠዋት ጠዋት ተነስቼ ስፖርቴን እሰራለሁ ማለት ነው። ይሄን የማደርገው ግን የስራ ሰዓት በሚኖርበት ጊዜ ወይም ደግሞ ስራ ወደሚሄድ የምሄድ ከሆነ ነው ማለት ነው። ነገር ግን አንዳንዴ ደግሞ ባእል በሚሆኑበት ጊዜ ባላት ከሆኑ፤ ወደ ስራ የማልገባ ከሆነ ግን አንድ ሰዓት ላይ ተነስቼ እስከ ሁለት ሰዓት ስፖርት ከሰራሁኝ በኋላ ፊቴንና እጄን ታጥቤ እንደዚሁ በመጀመሪያ ፊቴና እጄን ታጥቤ ስፖርት እሰራለሁኝ ማለት ነው ስፖርት ከሰራሁኝ በኋላ ለአንድ ሰዓት የሚቆይ ስፖርት ከሰራው በኋላ ማለት ነው በድጋሚ ፊቴን እና እጄን ታጥቢ ወይም ራሴንም ፀጉሬንም ልታጠብ እችላለሁ ማለት ነው እና ይሄንን ታጥቤ እንግዲህ ወደ ቤተክርስቲያን እሄዳለሁኝ። ቤተክርስቲያን ከሄድኩ በኋላ ተሳልሜ ተመልሼ ምግብ ወይም ደግሞ ምሳ ወይም ቁርስ በልቼ ወደ ተለያዩ መዝናኛዎች እሄዳለሁኝ። ማለት ነው እና በጠዋት መነሳት እንግዲህ በጣም አሪፍ ነው ማለት ነው። ጠዋት ብንነሳ በጣም ደስ ይላል ማለት ነው ጠዋት መነሳት ብዙ ጠቀሚታዎች እንዳሉ ተናግሬያለሁ። እንግዲህ አርፍደን ከተነሳን ስራ እንኳን ብንገባን የተጫጭነውን ዱካክ ሆኖብን ነው የምንኖረው ማለት ነው። አርፍደን የምንነሳ ከሆነ ደግሞ እሱ ውጪ አይደለም እንግዲህ ምግብ እስከምንበላ እንኳን ሰዓት ይረፍድብናልና። ወደ ስራ ቦታ ለመሄድ በጣም አዳጋች ይሆናል። ስራ ቦታ እንግዲህ ሄደን እየተጣደፍን ሄደን እንኳን ስራችንን ለማከናወን አንችልም። ወይ ደግሞ የተለያየ ነገሮች እንግዲህ ሊከሰቱብን ይችላሉ ማለት ነው። እነዚህ ስራዎችን መካከል እንግዲህ ጠዋት ተነስተን ቁርስ ልናበስል እንችላለን። እናም ይሄን ቁርስ ለማብሰል በጠዋቱ መነሳት ግድ ሲል የሚለን ሁላችንም በጠዋት ልንነሳ ግድ ይላል ማለት ነው። እንግዲህ በጠዋት መነሳት እንደዚህ አይነት ጠቀሜታው ሰው አሉት። ሁላችንም በጠዋት ተነስተን የምንፈልገውን ነገር አከናውነን በሰአት በስራ ቦታ ልንገኝ ግድ ይላል ማለት ነው። ምክንያቱም በጧት ካልሄድን ስራችንን በአግባቡ ለማከናወን ወይም ደግሞ መጨረስ ያለብንን ስራ መጨረስ ላንችል እንችላለን፤ እንዲሁም ደግሞ ስራም ልናበላሽ እንችላለን ማለት ነው። ምክንያቱም በዚህ ቀን መጨረስ አለባችሁ ተብለን ግዳጅ ሊሰጠን ይችላል የሆነ ስራ እናም ያንን ስራ ለመጨረስ ስንጣደፍ ስህተቶችን ሰርተን ስራውን ልናበላሽ እንችላለን ማለት ነው ይህ እንዳይሆን በጧት

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ የስራ ልብስ ትለብሳለህ የሚለውን ጥያቄ ምላሽ ለመስጠት እወዳለሁ። እንግዲህ ምላሼም አዎ ይስራል ልብስ እለብሳለሁ። እንግዲህ ማንኛውም የስራ ልብስ የራሱ የሆነ የስራ ልብስ ሊኖረው ይገባል ማለት ነው። ምክንያቱም ስራ በምንሰራበት ጊዜ እንግዲህ የ የተለያዩ ስራዎች የራሳቸው የሆነ የአለባበስ ስነ ስርዓት አላቸው ማለት ነው። እንግዲህ ከአንዳንድ ስራዎች እንግዲህ እንደዚህ አይነት የአለባበስ የራሳቸው የሆነ የአለባበስ ስነ ስርዓት ካላቸው ታዲያ ይህንን ስነ ስርዓት ለመከተል የግዴታ ልብስ ወይም ደግሞ የስራ ልብስ መልበስ ግዴታ ነው ማለት ነው። ለምሳሌ እኛ ተማሪ በነበርንበት ጊዜ እንግዲህ የስራ የራሳችንን ይሁን የስራ ልብስ አለን። ይም ሲባል እንግዲህ ትምህርት በምንሄድበት ጊዜ የግዴታ የምንለብሰው ልብስ ሊኖረን ይገባል። ይህም ልብስ ዩኒፎርም ነውና ይህ ዩኒፎርም እንግዲህ እንደየ ትምህርት ቤቱ የተለያየ ቢሆንም ግን ሁሉም ትምህርት ቤቶች በተለይ የከፍተኛ ትምህርት ቤት ወይም ደግሞ ሃይስኩል እና ፕራይመሪ ሃይስኩል እና ፕሪ ተብለው የሚጠሩ ትምህርት ቤቶች ወይም ደግሞ እነዚህ ትምህርት ቤቶች የራሳቸው የሆነ ዩኒፎርም ግዴታ ይኖራቸዋል ማለት ነው። እናም እንግዲህ እነዚህን ለብሶ አለመሄድ ለቅጣት ይዳርገናል ማለት ነው። እነዚህን ለብሰን ካልሄድን እዛ ትምህርት ውስጥ ልንገባ አንችልም ማለት ነው። እናም እንግዲህ እነዚህን የስራ ልብሶች መልበስ ከእያንዳንዳችን ይጠበቃል። የስራን ልብስ መልበስ እንግዲህ ብዙ ጠቀሜታዎች አሉት ማለት ነው። ከእነዚህ ጠቀሜታዎችም መካከል እንግዲህ የስራ ልብስ የማንለብስ ከሆነ ለምሳሌ አሁን በትምህርት ቤት ውስጥ እየተለያየ ልብስ ለብሰን የምንል ከሆነ ደሃው ሀብታሙና ሌላው የሚለያይበት ስለሚሆን እንግዲህ ሁላችንም አንድ አይነት ልብስ ከለበስን ግን አንዱ ትንሽ አንዱ ትልቅ የሚሆንበት ሁኔታ አይኖርም ማለት ነው። እና እንደዚህ አይነት ሁኔታዎችን ለመቀነስ እንግዲህ የስራ የደንብ ልብስ ወይም ደግሞ ዩኒፎርም የሚባለው ነገር በጣም መኖሩ እጅግ በጣም ወሳኝ ነው። ከዚህም በተጨማሪ እንግዲህ ለምሳሌ ባንክ ቤት የሚለብሱትን ልብስ ብናይ እነዚህ ባንከሮች ወይም ደግሞ ባንክ ቤት የሚሰሩ የባንክ ቤት ሰራተኞች ማለት ነው። የራሳቸው የሆነ የአለባበስ ስነ ስርዓት ሊኖራቸው ይገባል። ምክንያቱም እንግዲህ ተገልጋዩ ማህበረሰብ እነዛን ሰዎች አይቶ የባንክ ቤት ሰራተኛ መሆናቸውን እንዲለያቸው ስለሚያስችል ይሄ አይነት የስራ ልብስ በጣም ወሳኝ ነው ማለት ነው። ሌላውን ተራው ማህበረሰብ ከእነዚህ ማህበረሰቦች ለመለየት ይህ የደንብ ልብስ እና ወይም ደግሞ የስራ ልብስ ወሳኝ ነው ማለት ነው። ከዚህም በዘለለ እንግዲህ ለምሳሌ አርሶ አደሮችን ብናይ እንኳን የስራ ልብስ አላቸው ማለት ነው። በባህል ጊዜ ወይም ደግሞ ለሽርሽር ሲሄዱ የሚለብሱት ልብስ እና በባል በስራ ጊዜ የሚለብሱት ልብስ የተለየ ነው ማለት ነው። ይህም የሚሆንበት እንግዲህ ያ የስራ ልብስ ለዛ ለስራው ምቹ ሁኔታ የሚሰጥ ወይም ደግሞ ለስራው ተስማሚ የሆነ ነው ማለት ነው። ለምሳሌ የበበአል ጊዜ የሚለብሱት ልብስ ለብሰው ቢሄዱ ለመስራት በቀላሉ ላያስችላቸው ይችላል ለምሳሌ ወይ ጠባብ ሆኖ ወይ ሙቀት ሆኖ ወይም ደግሞ በተለያየ ምክንያት እንግዲህ ያንን ስራ ለመከናወን ሊያስቸግራቸው ይችላል። ነገር ግን የስራ ለብሳቸውን ከኸዱ ቀላል ሊሆንላቸው ይችላል። ለዛ ለስራ ልብስ እንግዲህ ምቾት የሚሰጥ ወይም ደግሞ ለዛ ተስማሚ የሆነ በመሆኑ የስራ ልብስ መልበስ በጣም ወሳኝ ነው ማለት ነው። ከዛም በዘለለ እንግዲህ የሚሰራውን ሰው ለመለየት ለምሳሌ አንድ ሰው ዝንጥ ብሎ ከሄደ ወይም ደግሞ ጥሩ ልብሶችን ለብሶ የሚሄድ ከሆነ ያ ሰው ሽር ለሽር ሽር የመጣ እንጂ ለስራ የመጣ አይደለም ተብሎ በቀላሉ ለመተንበይና ለማወቅ ያስችላል ማለት ነው። እንግዲህ በአጠቃላይ የስራ ልብሶች መልበስ በጣም አስፈላጊ ነው። እናም እኔም የስራ ልብሶቼን እለብሳለሁ ለምሳሌ ወደ ትምህርት ቤት ስገባ የምለብሰው ልብስ የራሱ የሆነ የስራ ልብስ ወይም ደግሞ ዩኒፎርም ተብሎ የሚለበስ ልብስ አለኝ ማለት ነው። እንዲሁም ደግሞ የተለያዩ የግብርና ስራዎችን ለመስራትም ደግሞ ስኸድ የምለብሰው ልብስ የተለየ ነው ማለት ነው። እናም በአጠቃላይ እንግዲህ የስራ ልብስ አለኝ የሌላውም ሰው አለው ሁሉም ሰው በሚባል ደረጃ እንዲሁም ደግሞ አንዳንድ የስራ ሙያዎች የስራ ልብስ ወይም ደግሞ የደንብ ልብስ እንዲለብሱ የሚያስገድዱ አሉ ማለት ነው። ከእነዚህም መካከል ቅድም ለምሳሌ የባንክ ቤትን ወስደናል እንዲሁም ደግሞ ዶክተሮችን እና ነርሶችን ደግሞ የሚለብሱትን ልብስ አለ ይሄም ልብስ እንግዲህ ነጭ የሆነ ልብስ ነው ማለት ነው። ይህ ልብስም እንግዲህ ለነሱ ክብር ነው ማለት ነው። እንግዲህ የተለያዩ ዶክተሮች ልብስ እንደ ነጭ የሆነ ልብስ ይለብሳሉ። ለምሳሌ እንግዲህ ልብስ ታካሚውን ወይም ደግሞ ለህክምና የመጣውን ሰው ከሚጠይቀው ሰው ለመለየት ያ ልብስ ያስችላቸዋል ያንን ካልለበሱ ግን የሚታከመው ሰው እንኳን ጥርጣሬ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ ይሄን ጥያቄ ለመመለስም በደስታና በፍላጎት ወደዚህ መጥቻለሁ። እንግዲህ ጥያቄውም ምግብህን ለሌሎች ማካፈል ትወዳለህ የሚል ነው? አዎ ምግቤን ለሌሎች ማካፈል እወዳለሁኝ። እንግዲህ ምግብን ለሌሎች ማካፈል ደግነትን የሚያሳይና። ከሰውነት የሚጠበቅ ነው ማለት ነው እንግዲህ የሰው ልጅ ከሌሎች ጋር ምግብን ተክፋ ብሎ መብላት በጣም የሚያስደስት ነገር ነው። እንደውም እኔ ምግብ የብቻን መብላት እጅግ በጣም ያስጠላኛል። ብቻዬን ምግብ ስበላ አይበላልኝም። እናም እንግዲህ ምግቤን ከሌሎች ጋር ተካፍዬ ስበላ በጣም ደስታ ይሰማኛል። ደስ ይለኛል የብቻዬን የምበላ ከሆነ ግን ምግቡ እንኳን እያስጠላኝ ለመመገብ ለመመገብ በጣም ይደብረኛል ማለት ነው። እና ምግብን ከሌሎች ጋር ተካፍሎ መብላት እንግዲህ ደስ የሚል ነገር ነው። እንዲሁም ደግሞ ብዙ አይነት ጠቀሜታዎችም አሉት ማለት ነው። እንግዲህ ከጠቀሜታዎች መካከል ብንወስድ ለምሳሌ እኔ ቀለል ያለውን ባነሳ። ብቻዬን ከሆንኩ ምግብ በአግባቡ መመገብ አልችልም። ምግቡን ጥዬ ነው የምወጣው ማለት ነው። እንግዲህ ከሌሎች ጋር ስመገብ ግን ደስ እያለኝ እየጣፈጠኝ ምግቡን እበለዋለሁ ማለት ነው። በተለይም ደግሞ እኛ ያደግንበት ማህበረሰብ ብቻን መብላት እንደነውር የሚታይና ብቻ በል ውሻ ተብሎ ስለሚያስጠራ። እንግዲህ ከሰዎች ጋር ተካፍሎ መብላት በጣም የሰውነት ባህሪ ከሰው ልጅ የሚጠበቅ እና ምግብን ተካፍሎ መብላት የሰውነት ባህሪ ሰብአዊነትም እንደሆነ ነው የማውቀውናም። ከመጀመሪያ ጀምሮ እንግዲህ ይህንን ከሰው ጋር ተካፍሎ ምግብ መብላት ስለለመድኩኝ የብቻዬን መብላት በጣም ያስጠላኛል ማለት ነው። ከዚህም በተጨማሪ እንግዲህ የእግዚአብሔር አምላክ ምግብን ለሰዎች ምግብ ለሌላቸው እንድናካፍል እግዚአብሔር አምላክም ትእዛዝ ሰጥቶናል ማለት ነው። ስለዚህም እንግዲህ ህይወት ማለትም ማንኛውም የእምነት ተከታይ በእምነት ውስጥ እንግዲህ ከሚማረው ትምህርት ውስጥ ምግብን ተካፍሎ መመገብ በጣም ጥሩ እንደሆነ ሁላችንም በሁላችንም እምነት ውስጥ ይገኛል ማለት ነው። ምክንያቱም ሁሉም ሰው እንግዲህ ሁሉም እምነት አንድ የሚያደርጋቸው ነገር አለ። ይህም ለሰው ልጅ በጎ ማድረግን ለሰዎች ሲሉ መኖርን እና ፈጣሪ ስለመፍራትን የሁሉም እምነት ተከታዮች ወይም ደግሞ በሁሉም እምነቶች ውስጥ ያለ ነገር ነው። እናም እንግዲህ በእኛ እምነትም የኦርቶዶክስ እምነትት ተከታይ ውስጥ ማለት ነው። ያለንን ምግብ ለሰዎች ማካፈል እጅግ በጣም ወሳኝና ጥሩ የሆነ ነገር በመሆኑ። ይህንን ምግብ ለሰዎች ልናካፍል እና ከሰው ጋር ብንበላ። መንፈሳችንም እንዲሁም ደግሞ በስጋም ደስ ተሰኝተን ስለምንኖር ይህንን ምግብ ተካፍሎ መብላት ለኔ በጣም ትልቅ የሆነ ተግባር ወይም ደግሞ በጣም የሚያስደስተኝ ለኔ ስሜት የሚሰጠኝ ነገር በመሆኑ። ከሰዎች ጋር እንግዲህ ምግብ ተካፍሎ መብላት በጣም ያስደስተኛል ማለት ነው። እናም እንግዲህ ስነግራችሁ እናንተ ምናልባትም የብቻን መብላት የምትወደው ልትሆኑ ትችላላችሁ። እኔ ግን ምግብን ተከፍሎ መብላት እጅግ በጣም ደስ ይለኛል። ስለሆነም ምግብን የብቻዬን እንደውም አልበላም ለምሳሌ ወደ ካፌ ወይም ደግሞ መመገቢያ አዳራሽ ውስጥ ስሄድ ያለ ጓደኞቼ ብቻዬን አልሄድም ማለት ነው። ጓደኞቼ ባይኖሩ እንኳን አጠገቤ ባይኖሩ በስልክ ደውዬ አብረን እጠይቀችኋለሁ ማለት ነው። እና አብሮ መብላት እንግዲህ በጣም ደስ የሚል ነገር ነው። እግዚአብሔርም አብረን እንድንበላ ያለን እንድናቃፍል ምግብም ሆነ ሌላ ነገር ሁሉ እንድናካፍል እግዚአብሔር አምላክም ለኛ ትእዛዝ ሰጥቶናል እሱም እንደዚህ አብረን በምንበላበት ጊዜ አምላካችንም ይደሰታል ከእኛ በዘለለ ማለት ነው። እናም ያለንን ተካፍሮ መብላት በጣም ወሳኝ የሆነና ሰብአዊ ከሆነ የሚባሉት ነገሮች ውስጥ አንዱ በመሆኑ። አብሮ መብላት በጣም ደስ ይላል ማለት ነው። በርግጥ አብሮ መብላትን የሚጠሉ ሳይኖሩ አይቀሩም ምክንያቱም። ያደጉበት ባህል እና ወግ ስለሚያስራቸው አብሮ መብላትን እንደመጥፎ ሊያየው ይችላሉ። በተለይ ደግሞ ከተማ አካባቢ የሚኖሩ ሰዎች የብቻቸውን ሲበሉ እመለከታለሁ። እጥጋቸው ቁጭ ብለን እንኳን የብቻቸውን ግጥም አድርገው ሲበሉ ምንም አይነት እፍረት ወይም ደግሞ ምንም አይነት የሚቀሽሽ ስሜት አይሰማቸውም። እኔ ግን ሰው እያለ አለ የብቻዬን መብላት ፈጽሞ የሚያስጠላኝ በጣም እንቅ እንቅ የሚያደርገኝ ጉዳይ ነው። እናም ያለኝን ተካፍዬ ከሰው ጋር ብበላ በጣም ደስ ይለኛል። ከሰው ጋር መብላት ብዙ ጠቀሜታዎች ስላሉት እኔም እነዚህን ጠቀሜታዎችን ለማግኘት እንግዲህ ከሰው ጋር ተካፍዬ እበላለሁ። ከጠቀሜታዎቹ መካከል ምግቡን ጣፍቶን እና ደስ እያለን እንድንበላ ያደርገናል። ከዚህም በተጨማሪ እንግዲህ ከሰው ጋር ያለንን ቅርበት ማለትም አብሮ የበላ ጳግሜ አይሽረውም ይላል የሀገሬ ሰው እና። አብረን ከበላን እንግዲህ ፍቅራችንን ይጨምርልናል። አብሮ የበላ ሰው መቼም አይከዳዳም አይረሳሳም አብሮ መብላት ትልቅነት ስለመሆኑ። ይህንን ጠቀሜታ እናገኛለን። ከዚህም በተጨማሪ እንግዲህ አብረን በመብላታችን መድኃኒዓለም ኢየሱስ ክርስቶስ እኛ አብረን ስለበላን እሱ በጣም ደስ ይለዋል። እሱን ለማስደሰትም እንግዲህ

ሰላም ሰላም ጤና ይስጥልኝ እንግዲህ ልዩ ችሎታህ ምንድነው? ለሚለው ጥያቄ ምላሽ ለመስጠት እወዳለሁ። እንግዲህ ልዩ ችሎታዬ ግጥም መጽሐፍ ሰዎችን በጥሩ ሁኔታ መረዳት ወይም ደግሞ ማዳመጥ የሚለው ለኔ ሁለቱ እጅግ በጣም ልዩ ችሎታዬ ናቸው። ከእነዚህም በተጨማሪ ደግሞ ዘፈን መዝፈን ልዩ ችሎታዬ ነው ማለት ነው። እንግዲህ እነዚህ ልዩ ችሎታ ሲባል ለሰው ልጅ በልዩ ሁኔታ ወይም ደግሞ ከሌሎች በተሻለ ማከናወንና ማድረግ የሚችላቸው ማለታችን ነው። እናም ከእነዚህ የልዩ ችሎታዎች መካከል እንዳልኩት ግጥም መጽሐፍ ሙዚቃና ሰዎችን መረዳት ወይም ደግሞ ሰዎችን አይቶ ፊታቸውን እንኳን አይቶ የመረዳት ችሎታ አለኝ ማለት ነው። እናም እነዚህ ልዩ ችሎታዎች ከእግዚአብሔር የተሰጡኝ ናቸው ማለት ነው። እነዚህን ልዩ ችሎታዎቼን ግን ደግሞ እኔው ላዳብራቸው ይገባል ማለት ነው። ልዩ ችሎታን እንግዲህ ከእግዚአብሔር በትንሹ የተሰጠን ቢሆንም ደግሞ እነዛን ችሎታዎች እኛ የተሰጠንን ማዳበር ግድ ይለናል ማለት ነው። እነዚህ ልዩ ችሎታዎችእኛ ካላዳበርናቸው ምናልባትም እነዚህ ልዩ ችሎታዎች ሊጠፉና ወይም ደግሞ ከእነዚህ ከነበሩበት ሊሸሻሉ አይችሉም ማለት ነው። እናም ልዩ ችሎታ ያላችሁ ሰዎች በልዩ ችሎታችሁ ሄዳችሁ እነዛን ልዩ ችሎታችሁ ልታበረታቱና ልታጠነክሩት ግድ ይላል ነገር ግን እኔ እነዚህ ልዩ ችሎታዎችን ይኑሩኝ እንጂ ልዩ ችሎታዎችን በእርግጥም ላጠናከራቸው አልቻልኩም። ለምሳሌ ብንወስድ እንግዲህ ግጥም መጻፍን ያው ግጥም እስካሁን ግጥም ጥፌ እንኳን ማሳተም የሚችል ቢሆንም ነገር ግን እኔ በተለያየ ምክንያት ግጥም ጥፌ ለማሳተም አልበቃሁኝም ማለት ነው። እንግዲህ ግጥም ለማሳተም እንኳን ግጽም ጥፎ ለማሳተም የተለያዩ ቅድመ ሁኔታዎች ሊኖሩ ይገባል ማለት ነው። ከእነዚህም መካከል እንግዲህ እንዴት አድርጎ መጻፍ እንዳለበት የት እንደሚጻፉ ማወቅ ካልተቻለ በጣም ከባድ ነው የሚሆነው ማለት ነው። እንግዲህ ግጥም መጣ የመጽሐፍ ችሎታ ቢኖረኝም እኔ እስካሁን ግን አንድም አይነት ግጥም አላጻፍኩም። ነገር ግን ያው ለጓደኞቼ ለተለያዩ ጊዜ በተለያዩ ሰዓት ግጥም ግጠምልኝ ሲሉኝ ግጥም እየገጠምኩ እሰጣቸዋለሁ ማለት ነው። እንግዲህ ከእነዚህ መካከል ለምሳሌ የልደታቸው ሰዓት እንዲሁም ደግሞ ከፍቅረኛቸው ጋር ለሚገናኙ ጊዜ ስለ ፍቅረኛቸው የሚያትት አንዳንድ ግጥሞችን ጻፍልኝ እያሉኝ እነዛን ግጥሞችንም እጽፍላቸዋለሁ። እናም እነዚህ ልዩ ልዩ ችሎታዎቼን በእርግጥም ያው ጥሩ በሚባል ወይም ደግሞ ራሱን የቻለ በትምህርት መንገድ አግዤ ባል ባልለመማዳቸውም ወይም ደግሞ ባላዳብራቸውም በተለያየ ምክንያት እንግዲህ ከጓደኞቼ ጋር በሚኖረኝ ግንኙነት ውስጥ እነዚህን ግጥሞቼን በማወቅም ሆነ ሳላውቅ እንዲሁ እያዳበርኳቸው ነው ማለት ነው። በተለይ ግጥም ችሎታዬ አሁን ላይ በጣም እየዳበረ ሄዶ በፈለኩት አንድን ነገር አይቼ ስለዛ ነገር ብዙ ነገር የመጽሐፍ ብቃት አለኝ ማለት ነው። እናም ይህንን ችሎታ እግዚአብሔር ስለሰጠኝ በጣም አድርጌ አመሰግነዋለሁ። እንግዲህ ይሄ ግጥም የመጽሐፍ ችሎታ እጅግ በጣም ደስ የሚል ነው ማለት ነው። ምክንያቱም ግጥም ማለት የሰውን ልጅ ወኔ የሚቀሰቅስ የሰውን ልጅ በቀላሉ ለወኔው ቅርብ የሆነ ማለታችን ነው። በቃላት እንዲሁ ዝም ብለን ከምናገር ይልቅ በግጥም ለሰው ልጅ ብንነግረው አእምሮውን ሰርስሮ የመግባትና የማነቃቃት እንዲሁም ደግሞ ትኩረቱን በጣም የሚያነሳሳ ነገር በመሆኑ ግጥም መጽሐፍ እጅግ በጣም አስፈላጊ ነገር ነው። እናም ሁላችሁም የግጥም ችሎታ ካላችሁ እንግዲህ በነገራችሁ መካከል አንዳንድ ግጥም ጣል ብታደርጉበት እጅግ በጣም ነገራችሁ ተቀባይነት እንዲኖረው ያስችላል ማለት ነው። እና እንግዲህ ግጥም ማለት ያው በትንሽ ቃላት ወይም ደግሞ በሁለት ስንኞች ማለትም በአንድ ግጥም ብዙ ቃላትን ብዙ ሺህ የሚሆኑ ቃላትን የሚይዝ ነገር ነው ማለት ነው። እና ግጥም በጣም ሰፊ የሆነ ነገር ነው እና ግጥም ትልቅ ሙያን የሚጠይቅ ነው ማለት ነው ምክንያቱም ይህንን ግጥም ለማቀናጀት የራሱ የሆነ ሂደትን ያስፈልጋል። ምክንያቱም ግጥሙ ቤት መምታት የግጥሙ አንድነት እንዲሁም ደግሞ የግጥሙ የተለያየ ነገር ሊኖረው ይገባል ማለት ነው። የግጥም አንድነት የሀሳብ አንድነትን ሁሉ ሊይዝ ይገባል ማለት ነው። እናም ይሄ በመኖሩ እኔ በጣም ደስተኛ ነኝ ማለት ነው። ሁለተኛው ደግሞ የመዝፈን ችሎታዬ ነው እንግዲህ ስዘፍን ጓደኞቼ እምባቸው ይመጣል ማለት ነው። ምክንያቱም በጣም ከድምጼ ከማማሩ የተነሳ ውስጣቸውን ሁላ ሽርሽር እያደረገው እየገባ በፈለኩት ዜማና በፈለኩት ግጥም መግጠም ስለምችልም ይህንን ማዜም እና መዝፈን ስለምችል ጓደኞቼ እጅግ በጣም ተደምመው ያዳምጡኛል ማለት ነው። እናም እንግዲህ ይሄ ግጥም ችሎታዬን ግን በመጠቀም ሙዚቃን አቀናጅቼ እንደዘፍን ረድቶኛል ማለት ነው። እናም ይህንን ሙዚቃ ያው ማሳተም ባልችልም ነገር ግን ጓደኞቼ ጋር በመሆን ልንዝናና ልንዘፍን ልንጨፍር እየቻልን ነው ማለት ነው

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ጥያቄው ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ይላል? ምላሼም አዎ ዝርዝር እጽፋለሁ። እንግዲህ ዝርዝር መጻፍ ማለት ወደ ሱቅ ስንሄድ ምን ምን ነገሮች መግዛት እንዳለብን የምንጽፈው ዝርዝር ነው ማለት ነው። ይህ ዝርዝር መጻፍ እንግዲህ ጠቀሜታዎች አሉት ማለት ነው። እንግዲህ ከጠቀሜታዎቹም መካከል ወደ ሱቅ ስንሄድ እንዳንረሳ መግዛት የፈለግነውን ነገር ረስተን እንዳንመጣ ዝርዝር መጻፍ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ቀደም ህፃን በነበርኩበት ጊዜ እናቴ ወደ ገበያ የምትልከኝ እኔን ነበር ማለት ነው። እናም ከዛ ከገቢያ በጣም ብዙ ነገሮችን እንድገዛ ታዘኝ ነበር ማለት ነው። እናም እነዛን ነገሮችን ሄጄ እየረሳሁ እመጣ ነበር ማለት ነው። ከዛም እየረሳሁ ስመጣ ስቸገር እናቴ ትቆጣኝ ነበር ነገር ግን በኋላ ላይ። ለትምህርት ተምሬ ነገሮችን መጻፍ እና ማንበብ ስችል እናቴ የምትልከኝን ነገር አንድ በአንድ በዝርዝር እጽፍና ገበያ ሄጄ እነዛን ነገሮች ዝርዝር የተጻፈልኝን የጻፍኳቸውን ዝርዝሮች በመጠቀም። ሄጄ እንግዲህ ከገበያ መግዛት ምንም አይነት ሳልረሳ ሁሎችንም አንድ በአንድ ገዝቼላት መምጣት ጀመርኩ ማለት ነው። እናም እንግዲህ ወደ ሱቅ ስንሄድም ሆነ ወደ ገበያ ስንሄድ ዝርዝሮችን መጽሐፍ እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም በተለያየ ምክንያት እንግዲህ ስንሄድ ሱቅ ስንደርስ ልንረሳው እንችላለን ማለት ነው። እናም ይሄን ዝርዝር በመጻፍ ቀጥታ ከሱቅ ማምጣት ያለብንን ነገር ከዛ እያነበብን እንገዛለን ማለት ነው። ነገር ግን ይሄን ዝርዝር ባንጽፍና ሱቅ ምናልባትም ሄደን ከረሳነው ተመልሰን ቤታችን ስንመጣ ይሄንንም ይዘሃል ወይ ተብለን ስንጠየቅ አልያዝኩም እንላለን ማለት ነው። እናም በድጋሚ እንግዲህ ወደ ሱቅ እንድንሄድ እንገደዳለን ማለት ነው። ይህ ደግሞ ጊዜያችንን ጉልበታችንን እና ገንዘባችንን ሊጨርስ ይችላል ማለት ነው። ጊዜያችንን እንዴት ሲባል እንግዲህ በመመላለስ ሱቅ ላይ ሁለቴ በመሄድ ወይም ሶስቴ በመሄድ ጊዜያችንን አባክነናል ማለት ነው። ቤት ውስጥ ሆነን የምንሰራቸው ነገሮች ሊኖሩ ስለሚችሉ እነዛን ስራዎችን እንዳንሰራ እንቅፋት ሆኖብናል ማለት ነው። ከዚህም በተጨማሪ እንግዲህ ጉልበታችንን እንግዲህ ጉልበታችንንም እንዴት ነው ከተባለ ሁለቴ ስንሄድ እንግዲህ ጉልበት ብዝበዛ መሆኑ ነው ማለት ነው። በዛ ላይ ደግሞ ታክሲ ሳንጠቀም የምንሄድ ከሆነ የጉልበት ብዝብዛ በእኛ ላይ ደርሶብናል ማለት ነው። እዛ ደርሰን በመጣንበት ለሁለተኛ ጊዜ ስንሄድ ጉልበት ድካም ነው ወይም ደግሞ ጉልበት እንድናወጣ ተገድናል ማለት ነው። ከዚህም በተጨማሪ እንግዲህ ደግሞ ሱቁ ራቅ ያለ ከሆነ ከዛ ከሱቅ እንግዲህ ለማምጣት የግዴታ ለትራንስፖርት የሚሆን ገንዘብ ወጪ እናደርጋለን ማለት ነው። ይህንን ለትራንስፖርት የሆነን እንግዲህ ገንዘብ ወጪ ስናደርግ ገንዘባችን ባከና ወይም ደግሞ የገንዘብ ኪሳራ በእኛ ላይ ደረሰ አንድ ጊዜ ማምጣት የምንችለውን ነገር ሁለት ጊዜ ወይም ደግሞ ሶስት ጊዜ በመሄድ እንግዲህ ገንዘባችንን ለማባከን ዳረገን ማለት ነው። ሌላው ደግሞ ከዚሁ ጋር በተያያዘ እንግዲህ ለምሳሌ በእግራችን ስንሄድ ረጅም ሰዓት የሚወስድ ከሆነ ለምግብ ማለትም እዛ ሄደን እንግዲህ ሩቅ ከሆነ ለምግብ ልናወጣ እንችላለን ማለት ነው። ለምግብ ስናወጣ እንግዲህ ይህንን ነገር ለመግዛት የምናወጣው ለምግብ የሚወጣው ገንዘብን አባከንን ማለት ነው። በሁለተኛ ደረጃ እንግዲህ ወደ ሱቅ ሄደን ማለትም ራቅ ያለ ከሆነ ለምሳሌ ብዙ ነገሮችን ከሱቅ ወይም ደግሞ ከሱፐር ማርኬት ልንገዛ የምንሄድበት አጋጣሚ አለ ማለት ነው። በተለይ ገጠራማው ክፍል አካባቢ ከሆንና ሱቅ የተለያዩ ሱቆችን የምንሸጥ ከሆነ ማለት ነው። እናም ለሱቃችን ግብአት የሚሆን ከሌላ ቦታ ገዝተን አምጥተን ስለምንሸጥ ማለት ነው እነዛን ነገሮችን እንግዲህ ከሩቅ ቦታ የምናመጣ ከሆነ ምናልባትም አድረን ሊሆን ይችላል የምናመጣቸው እና። ለአዳር የሚሆን እንግዲህ ለአልጋ ክራይ እና ለሌሎችም ወጪዎች ብር ስለምናወጣ ይሄም እንግዲህ ገንዘብን ከማባከን አንፃር ብዙ እንትኖች አሉት ማለት ነው። እና ነገሮችን በዝርዝር ወይም ደግሞ ጽፎ መያዝ እንዳንረሳው ስለሚያስችል ሁላችንም ነገሮችን ጽፈን ብንይዝ በጣም አሪፍ ነው። እና እኔም የምመክራችሁ በተለይ ሶስት እና አራት ከዛ በላይ የሆኑ ዝርዝሮችን ወይም ደግሞ የተለያዩ ነገሮችን የምትገዙ ከሆነ ጽፋችሁ በዝርዝር ይዛችሁ ብትሄዱ ይመከራል አሪፍም ነው። ብዬ እሄዳለሁ እና ሁላችሁም ይህንን ነገር ብትጠቀሙ እጅግ በጣም አሪፍ ነው እላለሁ። ሁላችሁም ተጠቀሙ እንደዚህ ብታደርጉ እጅግ በጣም ደስ የሚል ነው አሪፍ ነው። እና ይህንን ነገር ተጠቀሙ ልላችሁ እወዳለሁ ማለት ነው። እናም ይህ ነገር ከሁላችንም የሚጠበቅ በመሆኑ ሁላችሁም ይሄንን ነገር ልታደርጉ ይገባል ስል እመክራችኋለሁ አመሰግናለሁ። እንግዲህ ሁላችሁም የየራሳችሁ የሆነ ምክንያቱም እና ግማሻችሁ በጣም የማትረሱ እርግጠኛ ከሆናችሁ ዝርዝር መጻፍ ላይ

ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የቀረበልኝ ጥያቄም የመንገድህን ስም ታውቃለህ የሚል ነው ማለት ነው? አዎ የመንገዴን ስም አውቃለሁ ነው መልሴ ምክንያቱም የመንገዴን ስም ማወቅ ግዴታ ይለኛል ማለት ነው። በተለይም ደግሞ እኔ እንግዲህ የምኖረው ገጠማ አካባቢ በመሆኑ እንግዲህ እንዲሁም ደግሞ ያን ያክል የሚያደናግር መንገድ ስለሌለና መንገዴ ላይም እንግዲህ አንድ አካባቢ ላይ ለረጅም ሰዓት ስለቆየሁኝ የመንገዴን ስምህ ጠንቅቄ አውቃለሁ ማለት ነው። ምክንያቱም የመንገዴን ስም የማላውቅ ከሆነ እንግዲህ አንዴ ሄጄ ለመመለስ በጣም አዳጋች ይሆናል ማለት ነው። እና የመንገዴን ስም ማወቅ በጣም ወሳኝ ነው። ምክንያቱም ለምሳሌ እንኳን በሆነ አጋጣሚ ቢጠፋን ይህንን መንገዱን ስም ካላወቅን ጠይቀን ወደ ቤታችን ለመመለስ አዳጋች ይሆናል ማለት ነው። እናም የመንገድን ስም ማወቅ በጣም ወሳኝ የሆነ ነገር ነው። እንግዲህ ከቤቴ ወጥቼ አንድ ጊዜ ወደ ሩቅ መንገድ እየሄድኩኝ ነበር እናም በመንገድ ላይ እየሄድኩኝ እያለ ለመጀመሪያዬም እንደመሆኑ መጠን ከቤት እየተደወለ ስልክ የትደረሳችሁ እያሉ ይጠይቁኝ ነበር ማለት ነው። እናም እንግዲህ ይህንን የምንገድስም ባለማወቄ አላውቀውም የደረስንበትን እያልኩ ምላሽ ስሰጥ ቆይቻለሁ ማለት ነው። ነገር ግን ይህንን የመንገድ እንግዲህ ስም ለማወቅ በጣም ወሳኝ የሆነ ነገር ነበር። ነገር ግን ያው ወደዛ መጥቼ ስለማላውቅ ለመጀመሪያ ጊዜ ስለሆነ ይህንን የመንገድ ስም እንዳላውቅ አድርጎኛል ማለት ነው። ነገር ግን በተደጋጋሚ ስመጣ ይህንን የመንገዴን ስም ጠንቅቄ አወቅኩት ማለት ነው። ይህንን የመንገድ ስም ባለማወቄ መጀመሪያ ላይ እንግዲህ ብዙ ጉዳቱ ይደርሰውብኛል። ለምሳሌ እንግዲህ ወደ እዛ ወደ አዲስ ቦታ ወደሚሄድበት ቦታ እየሄድኩኝ እያለ ከሚቀበሉኝ ሰዎች ነበሩናም እነዛ ሰዎች ደውለው የት ደርሰሃል እያሉኝ አላወኩትም የት እንደደረስኩ ምናምን ስላቸው ስራም እነሱ እየሰሩ ስለነበረ ከስራ ቦታ ሳይመጡ እዛው ይቀራሉ ማለት ነው። ገና ነው በዚህ ሰዓት አይደርስም እያሉ እዛው ስራ ስራሳቸውን እየሰሩ እዛው ቆዩ ማለት ነው። ከዛም እኔ ደረስኩኝ የተባለው ቦታ ላይ ደርሼ ሹፌሩ ካወረደኝ በኋላ የት ላይ እንዳለሁ ወዴት እንደምሄድ አላውቅም ነበር። ከዛም እዛ ቆሜ እየጠበቁ እያለ ስልክ ስሞክርም እንደ አጋጣሚ ሆኖ ስልካቸው ደግሞ አልሰራ አለኝ። በዚህን ጊዜ እንግዲህ ሌባ መቶ ወዴት መሄድ ፈልገህ ነው ብሎ ይጠይቀኛል? ከዛም እኔ እዚህ ቦታ እንደዚህ እንደዚህ መሄድ ፈልጌ ነበር ብዬ ስነግረው ያሌባ እንግዲህ እሺ ና ልውሰድህ ብሎ ወደ ሌላ ቦታ ወይም ደግሞ መጥፎ በሆነ መንገድ ላይ ወስዶ እቃዬን ሙልጭ አድርጎ ከዘረፈ በኋላ እኔንም ቀጥል ወደዛ ብሎ ይልከኛል። ከዛም ደግሞ ስልኬንም ወስዶት ስለነበረ እነዛን ሰዎች ኡን እንግዲህ እንዴት እንደማገኝ ግራው ገባኝ ሁለሞራው ድፍረስረስ አለብኝ ማለት ነው። ነገር ግን ያደረኩት ነገር ያው ተመልሼ ያችን መንገድ ቀስ እያልኩ እያዘገንኩ እንግዲህ ያችን መንገድ ተመልሼ ከሄድኩባት ወረድኩባት ቦታ ላይ ሄጄ ቁጭ አልኩኝ ማለት ነው። ከዛም እዛ ቦታ ላይ ተቀምጬ ሰዓታት ነጎዱ ደቂቃዎችም አለፉ ሰዓታት አልፈው እንግዲህ ወደ ምሽቱ ተቃረብኩኝ ማለት ነው። ከዛም ወደ ምሽቱ ከተጠጋሁ በኋላ ያ ሰውዬ ምን ሆኖ ነው ብሎ ሊፈልገው ሲልኬም አልሰራለት ብሎ ሊፈልገኝ ሲመጣ ባካልተገናኘን ከዛም ደግሞ ተያይዘን ወደ ቤትሄድኩ በጣምም ደስ አለኝ ማለት ነው። እናም እንግዲህ ምን ልላችሁ ፈልጌ ነው መንገድን ማወቅ። የምንጓዝበትን ባውቅ ብዙ ጠቀሜታዎች እንዳሉት እና አለማወቅ ደግሞ እንደዚህ አይነት ጉዳቶች እና እንደዚህ አይነት መጥፎ ነገሮች ሊያጋጥሙን ስለሚችሉ መንገድን ማወቅ በጣም አስፈላጊና ልንቀጥለው የሚገባ ነገር መሆኑን ለመናገር እወዳለሁ ማለት ነው። እና መንገድን ማወቅ እንግዲህ እነዚህን መሰል ተግባራትና እንደዚህን መሰል ነገሮች ስለሚሰጠን ይህንን ልናከናውንና ልናደርግ ከሁላችንም ግድ ይላል ማለት ነው። እናም እንግዲህ በአሁኑ ሰዓት ደግሞ በተለይ መንገድን ማወቅ በጣም ቀላል ነው ማለት ነው። ለምሳሌ በመንገዳችን ላይ እየሄድን እንግዲህ ይሄንን ስማርት ፎን ወይም ደግሞ ስልካችንን በመጠቀም ለቴክኖሎጂ ተመስገን እያልን ማለት ነው። በዚህን ስልካችንን በመጠቀም ወዴት እየሄድን የት እንደደረስን በቀላሉ የሚያስችለን መንገድ ሆኗል ማለት ነውና። አሁን እንግዲህ መንገድን ለማወቅ በጣም ቀላል እና ቀልጣፋ በሆነ መንገድ እንግዲህ መንገዳችንን በቀላሉ ለማወቅ እና ለመረዳት እያስችሎናል ማለት ነው። እና በተለይ በአሁኑ ሰዓት መንገዳችንን ማወቅ በጣም ቀላል ነው ማለት ነው። ነገር ግን ዝም ብለን በምንጓዝበት ጊዜ በተለይ ደግሞ በቀደሙ ሰዓት ማለት ነው ስልክ በሌለበት ጊዜ መንገድን ማወቅ በጣም ከባድ ነበር። እና ሁላችሁም የምመክራችሁ የምትሄዱበትን መንገድ ብታውቁ እጅግ በጣም ወሳኝ እና አሪፍ ነው የሚፈጠረው ነገር ስለማይታወቅ መንገድን ማወቅ እጅግ በጣም ወሳኝ ነው። እና የምትሄዱበትን መንገድ ሙሉ እየጠየቃችሁ ወይም ደግሞ ትኩረት ሰጥታችሁ ልታውቁትና ልትረዱት ግድ ይላል ማለት ነው። ምክንያቱም የሚሆነው

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ጨው ብዙ ትወዳለህ የሚለውን ጥያቄ ለመመለስ እፈልጋለሁ ማለት ነው። እንግዲህ ብዙ ጨው ትወዳለህ ለሚለው ምላሼ አዎ ነው። ማለትም ጫው እንግዲህ በጣም አስፈላጊ ነው ማለት ነው። በተለይም እንግዲህ ምግብ ላይ ጨው ከሌለበት የምግቡ ጣዕም ምንም ጭራሽውን አይጥምም ማለት ነው። እና ብዙ ጨው በጣም እወዳለሁኝ ማለት ነው። እና ያለ ጨው ምግብ አይጥምም ምክንያቱም? ምን ይላል መሰላችሁ አንዳንድ ምሳሌዎች አሉ ማለት ነው። እንግዲህ ወሬ ያለማጠፈጫ ወይም ደግሞ ያለጨው አያጥምም ይባላል ይሄ ማለት። ጨው እንግዲህ በጣም ወሳኝ የሆነ ነገር መሆኑን የሚያሳይ ነው ማለት ነው። ምክንያቱም ያለ ጨው ምግቡ ምንም አይነት ጥቅም ምንም አይነት ጥፍጥና አይኖረውም። እና ጨው ማለት ማጣፈጫ ነው ማለት ነው። እንግዲህ እንዲህ ይላል ለምሳሌ እግዚአብሔር ቃል ላይ እራሱ። ቄሶች ማለት የዚህን አለም ለማጣፈጥ የመጡ አልጫውን አለም የሚያጣፍጡ ጨዎች ናቸው ይባላል። እናም ጨው ማለት እንግዲህ ይህንን ምግቡን ማለት ነው። ለማጣፈጥ የሚረዱ ንጥረ ነገሮች ወይም ደግሞ ምግብ ናቸው ማለት ነው። እናም እንግዲህ ጨው ማለት ብዙ ጠቀሜታዎች አሉት። አንደኛው ምግብን ከማጣፈጥ አንፃር እንግዲህ ይህ ጫው ከፍተኛ የሆነ ጥቅም አለው ማለት ነው። ከዚህም በተጨማሪ ደግሞ ጨዎች የራሳቸው የሆነ በንጥረ ምግብ ውስጥ የሚካተቱ ናቸው ማለት ነው። እነዚህ ጨዎች እንግዲህ ከምግብን ከማጣፈጥ በተጨማሪ በሰውነታችን ውስጥ የተለያዩ ተግባራትን ያከናውናሉ ማለት ነው። እናም እንደዚህ አይነት ነገሮች ከሆኑ ታዲያ የጨዎችን መጠቀም በብዛት መጠቀም በጣም አሪፍ ነው። ግን ደግሞ ይህ ሲባል በጣም በከፍተኛ ሁኔታ ወይም ደግሞ አላግባብ ማለት አይደለም ማለት ነው። እንግዲህ አንዳንድ ሰዎች ጨውን መጠቀም በጣም ይጠላሉ በተለይ ደግሞ የልብ ህመም ያለባቸው ጭጓራ ያለባቸው ሰዎች ጨውን መጠቀም በጣም ይከብዳቸዋል ማለት ነው። ይሄም ሲባል እንግዲህ ጨው ስንጠቀም ማለትም ጭጓራችንን ወይም ደግሞ ልባችንን ትንሽ ይነከዋል ማለት ነው። እና እኔ ጨው በጣም አብዝቼ መጠቀም እወዳለሁ። አሁን አንዳንድ ሰው ቡና ላይ እንግዲህ ጨው ሳይጨምር እንዲሁ በባዶ ይጠጣል ማለት ነው። እኔ ግን። ምግብ ላይ ወይም ደግሞ እዚህ ቡና ላይ ጨው ካልተጨመረ አይጥመኝም ማለት ነው። እና በእያንዳንዱ ነገር ውስጥ ጨው ከሌለበት ለኔ ምንም አይነት ጥፍጥናን አይሰጠኝም። አንዳንዱ ሰው ለምሳሌ ወጥ እራሱ ለስላሳ ወጥ መጠቀም ይወዳል እኔ ደግሞ ወጥ ሞቅ ያላ ወጥ ካልሆነ አይመቸኝም ማለት ነው። እና ሰው እንግዲህ እንደየራሱ እንዳለበት የህመም ሊሆን ይችላል። እንዲሁ ደግሞ እንደ ሰውየው ሁኔታ ጨው አብዝቶ የመጠቀም እና አሳንሶ የመጠቀም የተለያየ ነገር ሊኖር ይችላል ማለት ነው። እኔ ግን ጨውን አብዝቶ መጠቀም በጣም ይመቸኛል ማለት ነው። ሁሉም ሰው ተመሳሳይ ነው አይባልም ባይባልም ግን አብዛኛውን በሚባል ደረጃ ምግብን ያለ ጨው መብላት በጣም አይወድም ማለት ነው። ምግብ እንግዲህ ጨው ማለት እኮ በምግብ ላይ ያለውን ነገር የሚያጣፍጥልህ ነገር በመሆኑ ሁላችንም ይህንን ልንጠቀም ግድ ይላል። እናም ጨውን መጠቀም በጣም አስፈላጊ በመሆኑ ላችንም ጨው እንግዲህ ብንጠቀም ጥሩ ነው። ጨው የማትጠቀሙ ሰዎች ምናልባትም በሽታ ኖሮባችሁ ካልሆነ በስተቀር ይህ ጨው ምግብን ከማጣፈጥ በተጨማሪ በሰውነታችን ያለውን ነገርም ለማመጣጠን ጨው በጣም አስፈላጊ ነው ማለት ነው። እንግዲህ ጨው ሙቀት ለመስጠት እጅግ በጣም ያስፈልጋል ማለት ነው። ለምሳሌ ጨውን ብንወስድ እንዲሁ እንስሳት የሚወስዱት ጨው አለ ማለት ነውና። ይህ ጨው እንግዲህ ለእንስሳት ራሱ ለሰውነቷ እንዲሞቅና ለመሰረር ዝግጁ እንድትሆን ማለትም። ለማርገዝ ወይም ደግሞ ተሰራ እንግዲህ ለመውለድ ጨው ብትጠቀም በጣም አሪፍ ነው ተብሎ ይመከራል። በተለይ አሁን በግን ለምሳሌ ብንወስድ በግ ወልዳ ገና እያጠባች እያለ ግልገሏን እያጠባች እያለ ጨው ብንሰጣት ቶሎውኑ ደርታ ተሰራ እንድታደረዝ ያስችላል ማለት ነው። እና በአጠቃላይ እንግዲህ ይህ ጨው በጣም ወሳኝ በመሆኑ ሁላችሁም ጨው ብትጠቀሙ በጣም አሪፍ ነው ሰውነታችንንም ያሞቃል። እንዲሁም ደግሞ በውስጥ በስራ ተንቸርኬሬት ወይም ደግሞ በሰውነታችን ውስጥ ይህ ጨው ጥሩ የሆነ ጠቀሜታም አለው ከዛም በተጨማሪ። ለምሳሌ ምግብን እየጣፈጠ ለመብላት ጨው መጠቀም ደስ ይላል ማለት ነው። አሁን ለስላሳ የሆነ ወጥ ወይም ደግሞ ጨው የሌለበት ወጥ ለምሳሌ እንጠቀም ብትሉ ይህ በጭራሽ ነው የማይባላው እና። ጨው እንግዲህ አብዝቶ መጠቀም ጠቀሜታ አለው ማለት ነው። ነገር ግን ደግሞ ከዚሁም በተቃራኒ የራሱ የሆነ ጉዳት ሊኖረው ይችላል ማለት ነው። ይህም ሲባል እንግዲህ ጨው በጣም በከፍተኛ ሁኔታ ከበዛ ልባችን ላይ ወይም ደግሞ ጨጓራችን ላይ ምናልባት መላጥ ወይም ደግሞ መጥፎ ነገር ሊከ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ይሄ የቀረበልኝን ጥያቄ ለመመለስ እወዳለሁ ጥያቄውም እሳት ለማንደድ ምን ትጠቀማለህ የሚል ነው ማለት ነው? እንግዲህ እሳት ለማንደድ ያው ብዙ አይነት ነገሮችን እጠቀማለሁኝ ማለት ነው። በመጀመሪያ ሰዓት ለማንደድ ያው ማገዶ በጣም ያስፈልጋል ማለት ነው። ይህ ማገዶ እንግዲህ ከእንጨት የተዘጋጀ ፍልጥ ሊሆን ይችላል ወይም ደግሞ ጭራሮ ሊሆን ይችላል እንዲሁም ደግሞ ከተለያዩ የእጽዋት ቅጠሎች የተዘጋጀ ለምሳሌ ጀርጀሬ ብለን የምንጠራው ከባህር ጫፍ ቅጠል የተዘጋጀ ወይም ደግሞ የሚገኝ ቅጠል አለ ማለት ነው። እና ይህን ቅጠል በመጠቀም እንግዲህ እንጨት ማንደድ ወይም ደግሞ ሰዓት ማንደድ እንችላለን ማለት ነው። እንግዲህ ዪህን እሳት ለማንደድ የተለያዩ ነገሮችን መጠቀም ያስፈልጋል እንጨቱ ብቻ እሳት ስለማይሆን ምክንያቱም ክብሪት ልንጠቀም እንችላለን ማለት ነው። እንግዲህ ክብሪት በመጠቀም ይህንን በማቀጣጠል እሳት ማግኘት ይቻላል ማለት ነው። ከዚህም በተጨማሪ እንግዲህ እሳቱ ወይም ደግሞ ይሄ እንጨቱ እርጥብ ከሆነና አልያዝ ካለን ምናልባትም ነዳጅ ልንጠቀም እንችላለን ነዳጅ በማርከፍከፍ በቀላሉ እሳትን ማቀጣጠል እንችላለን ማለት ነው። ይህ ነዳጅ እንግዲህ ብዙ አይነት ጠቀሜታዎች ማለትም አልነድ ያሉንን ነገር በተለይ ደግሞ ለማያያዝ ይጠቅመናል ለምሳሌ አሁን እየተለያዩ ቤቶች አሁን ሲቃጠሉ እናያለን። ሰዎች እንግዲህ እነዛን ቤቶች ወይም ደግሞ አላስፈላጊ የሆኑ ነገሮችን ለምሳሌ ለማቀጣጠል ክብሪቱ የማያይዝላቸው ከሆነ ነዳጅን በማርከፍከፍ በቀላሉ ያ ነገር እንዲነድና እንዲቀጣጠል የተለያየ ቴክኒኮችን በመጠቀም ወይም ዘዴዎችን በመጠቀም ሲያቃጥሉ እናያለን ማለት ነው። እናም እሳት ለማንደድ እንግዲህ የምንጠቀምባቸው በዋናነት እነኚህ ነገሮች ናቸው። ከዚህም በተጨማሪ እንግዲህ እሳት የሚነድበት ቦታ ለምሳሌ ምግቦችን የምናበስል ከሆነ ምድጃ ኖርማልም ምድጃ መሬቱ ትንሽ ዝቅ ተደርጎ ቆፈር ቆፈር ይደረግና እዛ ላይ እንግዲህ አመድ ከስር ተደርጎ ከዛም ደግሞ እንግዲህ የተለያዩ እንጨቶችን አድርገን ይሄንን በመጠቀም ክብሪትን በመጠቀም እሳትን ልናነድ እንችላለን ማለት ነው። ከዚህም በተጨማሪ እንግዲህ ያው እንደተባለው ነዳጅን በመጠቀምም ልናደርግ እንችላለን ማለት ነው እና እንጨት ማንደድ እንግዲህ ከዚህም በተጨማሪ የግድ ኦክስጅን የተባለው ያየ ከአየር ንብረት ውስጥ የሚገኘው ይሄ አየር ያስፈልጋል ማለት ነው እንግዲህ ኦክስጅን ከሌለ እሳት ሊነድ አይችልም ማለት ነው። እና እሳት ለማንደድ እንግዲህ አየር ያስፈልጋል ለምሳሌ እሳትን አቀጣጥለን የሆነ ንፋስ ወይም ደግሞ የሆነ ተመጣጣኝ የሆነ አየር ከሌለ እፍን ያለ ነገር ከሆነ ያ እሳት ሊነድድልን አይችልም ማለት ነው። እና አሳትን እንግዲህ ለማንደድ በመጀመሪያ ደረጃ ክብሪት ማገዶ እንጨት የመሳሰሉትን እንጠቀማለን ማለት ነው። ከዚህም በተጨማሪ እንግዲህ ከሰል የተባለውንም እንዲሁ እሳት ለማንደድ እንጠቀምበታለን ማለት ነው። ይህ ከሰል እንዴት ይገኛል ከተባለ እንጨቱ ከነደደ በደንብ ከነደደ በኋላ ከእንጨቱ ላይ የሚገኝ ፉሁሙ ወደ ከሰል ተቀይሮ ማለት ነው። እና ይህ ከሰል እንግዲህ ለማገዶነት ይሄም እንደዚሁ እሳትን ለማቀጣጠል ወይም ደግሞ ለማንደድ ልንጠቀምበት እንችላለን ማለት ነው። ይሄንም የምንጠቀመው እንዴት ነው ከተባለ? እንግዲህ የከሰልም ማንደጃ የሚባልህ የራሱ የሆነ አለ ያንን በመጠቀም እንግዲህ ከሰሉን እዛ ውስጥ አድርገን ከሰሉን ለማቀጣጠል እንደተባለው ነዳጅ ልንጠቀም እንችላለን ወይም ደግሞ ከተለያዩ ቦታዎች ላይ ፉሁም በማምጣት ያንን በማስቀመጥ ከሰሉ እንዲያያዝ ካደረግን በኋላ ቤታችን ውስጥ በመሆን እንግዲህ ጪስ ስለሌለው ማለት ነው። በዛ ከሰል የፈለግነውን ነገር ልናበስል እንችላለን ምናልባት ቡና ወጥ ሊሆን ይችላል ማለት ነው። እና እንደነዚህ አይነት ቀለል ያሉ ነገሮችን ውሃ ለማፍላት እና ለማሞቅ ተፈለግንም ሻይ ለማፍላት ይህንን ከሰል እንጠቀማለን ማለት ነው። እና እንግዲህ እሳትን ለማንደድ የምንጠቀማቸው ነገሮች እነዚህ ከላይ የጠቀስኳቸው ናቸው ማለት ነው። ከዚህም በተጨማሪ እንግዲህ በተለያዩ ቦታዎች ላይ ምናልባትም የተለያየ ነገር ሊጠቀሙ ይችላሉ ማለት ነው። ነገር ግን እኔ እሳትን ለማንደድ ከምጠቀምባቸው ነገሮች መካከል ክብሪት ነው ማለት ነው። በዋናነት ይህ ክብሪት እንግዲህ ደረቅ የሆነ ማገዶ ከሆነ በቀላሉ ሊያይዝልኝ በተለይ ደግሞ ቅጠል ነክ የሆነ ነገር ከሆነ ለማያያዝ በጣም ምቹ ነው ማለት ነው። ከዚህም በተጨማሪ እንግዲህ ኮስኮሾ የሚባል ነገር አለ ማለት ነው። ከማዳበሪያ የሚወጣ የሆነ ቆሽቆሾ ነገር አለ። ያንንም በክብርት እንትን በማለት እንግዲህ በዛ ከሰል እና ደግሞ ሌላ ረጠብ ያሉ ነገሮችን በዛ አያይዛለሁ ማለት ነው። ግን ከሁሉም በተለየ ክብሪቱ የማያቀጣጥልልን ረጠብ ያለ ነገር ካለባቸው እንግዲህ የኮስኮሾውን በማንጠባጠብ እዛ እንጭቱ ላይ በቀላሉ ማንደድ እችላለሁ ማለት ነው። እና ሌሎቻችሁም ደግሞ የራሳችሁ ዘዴ ሊኖራችሁ ይችላል እኔ የምጠቀመው ግን በዚሁ መልኩ ነው ማለት ነው

ሰላም ሰላም ጤና ይስጥልኝ እኔ እጅግ በጣም ደህና ነኝ። እንግዲህ ከዚህ በመቀጠል በአደባባይ መናገር ትችላለህ የሚለውን ጥያቄ ምላሽ ለመስጠት ለእናንተ እወዳለሁኝ ማለት ነው። እንግዲህ በአደባባይ መናገር ትችላለህ ለሚለው ዋናው ጥያቄ እንግዲህ አዎ በአደባባይ መናገር እችላለሁ። እንግዲህ በአደባባይ የመናገር ሰዎች ብዙ ጊዜ የሚቸገሩበት አይነት ነው ማለት ነው። ምክንያቱም በአደባባይ ላይ መናገር ማለት ብዙ ኪህልን የሚጠይቅ ወይም ደግሞ የሰው ግንባር የማያስፈራ እጅግ በጣም ደፋር የሆነ ሰው የሚጠይቅ አይነት ነገር ነው ማለት ነው። እናም ይህ በመሆኑ እንግዲህ ብዙ ሰዎች አደባባይ ላይ መናገር በጣም ሲያስቸግራቸው ይስተዋላል ማለት ነው። እንግዲህ አደባባይ ላይ መናገር በብዙ ሂደት ወይም ደግሞ በብዙ ውጣ ውረዶች የሚለመድ እንጂ እንዲሁ በአደባባይ ላይ መናገር ቀላል የሚባል ነገር አይደለም። ይሁን እንጂ እኔ ግን ይህንን በአደባባይ ላይ የመናገር ችሎታዬን በተለያየ ጊዜ አዳብሬዋለሁ ማለት ነው። እሂም ሲባል እንግዲህ በተለይ ደግሞ ተክፍል ጓደኞቼ ጋር ማለትም የተለያየ መመማር መረዳዳት እናደርግ ስለነበር እንግዲህ የሙሉ የክፍል ተማሪዎች ባሉበት ሰዓት ፊት ወጥቼ የተለያየ የትምህርት አይነቶቼን አስተምር ስለነበረ ይህ ነገር እንግዲህ ለኔ ጥሩ እድልን ፈጥሮልኛል ማለት ነው። በአደባባይ ላይ መናገር እንግዲህ ብዙ ክህልን ይጠይቃል። ድፍረትን ወይም ደግሞ የተለያዩ የመነጋገር ኪሎትን የሚጠይቅ አይነት በመሆኑ እንግዲህ ይሄንን ሁሌ ልናዳብረው የሚገባ ነገር እንጂ አንዴ ዝም ብሎ የሚመጣ ነገር አይደለም ማለት ነውና በሰዎች ፊት እንግዲህ ለመናገር መሞከር ከሁላችንም የሚጠበቅ ነው። በአደባባይ ላይ መናገር ማለት እንግዲህ በጣም ብዙ ሰው ባለበት በስብሰባ ሊሆን ይችላል እንዲሁም ደግሞ የተለያዩ ሰዎች በተቀመጡበት እንዲሁም ደግሞ ፓርላማ የክላስ ተማሪዎች ባሉበት እንዲሁም ደግሞ ልዩ ልዩ እንግዳዎች ባሉበት ላይ እንግዲህ ሀሳብን መግለጽ እና ከሌሎች ላይ ሀሳብ መቀበልን ይሄ ያጠቃልላልማለት ነው። በአደባባይ ላይ መነገ መናገር እንግዲህ በጣም የሚያስፈራ ነው ማለት ነው ምክንያቱም ሰዎች እንግዲህ ፊት ለፊት ቆመን በደንብ አፍጥጠው ስለሚያዩን ምናልባትም የፍራት ስሜት በላያላችን በማዣበብ ለመናገር እንዳንችል እስርስር የሚያደርገን ሁኔታም አለ ማለት ነው። እናም ይህንን ሁኔታ እንግዲህ በተለያዩ ልምዶችን በመከተል ወይም ደግሞ ሁሌም እንደዚህ አይነት ቦታዎች ላይ በመሳተፍ ልናዳብረው ይገባል ማለት ነው። ምክንያቱም በአደባባይ ላይ መናገር ያው እንግዲህ ተያንዳንዱ ሰው ይጠበቃል ማለት ነው። ይህም የሆነበት ምክንያት እንግዲህ አንዳንድ ስራዎች ላይ የተለያዩ መግለጫዎችን እና መልእክቶችን ለማስተላለፍ ጊዜ የግድ በሰው ፊት መናገርን ካልለመድነው ኋላ ስራ በምንይዝበት ጊዜ እንቸገርአለን ማለት ነው። አሁን እናም ይህንን ለመቅረፍ ሁላችንም ይህንን አይነት ኪሂል ሊኖረን ይገባል ማለት ነው። እናም እንደዚህ አይነት ኪህልን ለማዳበር ከሁላችንም የሚጠበቅ ነገር በመሆኑ ሁላችንም እንደዚህ አይነቱን ኪሂል ልናዳብረውና ልንተገብረው የሚገባ ነገር ነው ማለት ነው። እናም ቤተሰብ እንግዲህ ይሄንን እንድታደርጉ ሁላችሁንም እላችኋለሁ እናም ሁላችንም እንደዚህ አይነት ኪሂል አልናዳበር ይገባል ማለት ነው። እንግዲህ የአይነት ኪሂል ከሁላችንም የሚጠበቅና የማከናወኑን ይኖርብናል በተለይም ደግሞ መሪነት ቦታ ላይ ያሉ ሰዎች ይሂ አይነት ኪሂል ከሌላቸው እጅግ በጣም ይቸገራሉ። ምክንያቱም እንግዲህ ይሄ ኪሂል ሲባል ብዙ መሪዎች ወይም ደግሞ ተመሪዎች ባሉበት ወጠን መድረክ ላይ ሀሳባችንን በቀላሉ ለማንሸራሸር በሰው ፊት ወይም ደግሞ በአደባባይ መናገር በጣም መችሎታን የሚጠይቅ በመሆኑ ሁሉም ሰው ይህንን ትኩረት ሰጥቶ የተለያዩ የኪህል መንገዶችን በመጠቀም እንግዲህ ይህንን ሊያዳብር ይገባል ማለት ነው። እናም እንግዲህ እነዚህ የተለያዩ አለቃዎች እና መድረክ መሪዎች በተለይ ደግሞ ጥሩ የሆነ ያነጋገር ብቃትን ሲያንጠባርቁ እንመቅንባቸዋለን ይህም የሆነበት ምክንያት እንግዲህ መድረክ ላይ መናገር የሚያስፈራ በመሆኑ ነው። ሰው ብቻውን ሲናገር አቀላጥፎና ከየት እንደሚናገር እንደሚያመጣው ሳያውቅ አሪፍ በሆነ ንግግር ሲያደርግ ይታያል አደባባይ ላይ ሲወጣ ግን ምላሱ ኩልትፍትፍ ብሎ እንዲሁም ደግሞ ጉልበቱ ሽባ ሆኖ ሲንቀጠቀጥ አፉም ሲንዘረዘር ለመናገር የፈለገውን ነገር እንኳን ለመናገር ትንፋሽ ሲያጥረው እናያለን። እናም እንደዚህ አይነት ነገሮችን ለማስተካከል ከሁላችንም የተለያየ ልምድ የተለያየ ሰዎችን በማየት እንግዲህ ይህንን ልናዳብርና ልናበለጽገው የሚገባ ነገር ነው ማለት ነው። እናም ከሁላችንም እንደዚህ አይነት ነገር ስለሚጠበቅ ሁላችንም ይህ አይነት ነገሩን ልናዳብረውና ልናበለጽገው ወይም ደግሞ ልናሳድገው የሚገባ ኪሂል ነው። በሰዎች ፊት መናገር ማለት እንግዲህ የፈለግነውን ሀሳብ የፈለግነውን ወይም ደግሞ ማስተላለፍ የፈለግነውን ጉዳይ በሰዎች ላይ የማስተላለፍ ብቃት ሰዎች ፊት ላይ ቆመን ወይም ደግሞ ተቀምጠን ሊሆን ይችላል። ሀሳብን የምናስተላልፍበት መንገድ ነው።

ሰላም ሰላም ጤና ይስጥልኝ አመሰግናለሁ ስንት ብርድ ልብስ ትጠቀማለህ ለሚለው ምላሽ ለመስጠት? ወደ እናንተ መጥቻለሁ እንግዲህ እኔ የምጠቀመው ብርድ ልብስ። መጠኑ ከተባለ እንግዲህ የምጠቀመው ብርድ ልብስ። ብዙውን ጊዜ አንድ ብርድ ልብስ ነው እንግዲህ ይሄን አንድ ብርድ ልብስ። በተለያየ የአየር ሁኔታ ውስጥ እለብሰዋለሁ ማለትም። የብርድ ልብስ መጠን የእኔን የምለብስበት እንግዲህ የአየር ሁኔታው ይወስነኛል። ነገር ግን አሪፍ የአየር ንብረት ባለበት አካባቢ ላይ ብዙ ጊዜ የምጠቀመው አንድ ብርድ ልብስ ነው። ነገር ግን የአየር ሁኔታው በሚቀያየርበት ወይም ደግሞ እጅግ በጣም ቀዝቃዛ በሚሆንበት ጊዜ እንግዲህ ሁለት ብርድ ልብስ የምትጠቀምበት ሁኔታም አለ ማለት ነው። ምክንያቱም አንድ አንዳንድ አካባቢዎች እጅግ በጣም ቀዝቃዛ የሆነ የአየር ንብረት ስላላቸው በነዚህ ቀዝቃዛ በሆኑት የአየር ንብረቶች ላይ እንግዲህ ሁለት ብርድ ልብስ እንድለብስ እገደዳለሁ። ምክንያቱም ከተባለ እንግዲህ ብርድ ካለ ያው ብርድ ልብስ ካልለበስን ስለሚበርደን እንቅልፍ እንኳን በአይናችን ስለማይዞር እንዲሁም ደግሞ ሙቀት ከሌለ ለተለያዩ በሽታዎች ለብርድ በሽታ ስለሚያጋልጠን የግድ ሁለት ብርድ ልብስ እንድንለብስ ያስገድደናል ማለት ነው። በአጠቃላይ እንግዲህ ብርድ ልብስ ስንለብስ ወይም ደግሞ ስንት ብርድ ልብስ ትለብሳለህ ለሚለው ጥያቄ ምላሽ ለመስጠት? ብዙ አይነት ምክንያቶች እንግዲህ የተለያየ ብዙ አይነት ምክንያቶች ሊኖሩት ይችላሉ ማለት ነው። ብር ለብሴም ለምንለብሰው የብርድ ልብስ ብዛት አንደኛውን ስንወስድ ያለንበት ቦታ ይወስነናል ማለት ነው። ያለንበት ቦታ ወይም ደግሞ ክልል ይህ ስንል ያለንበት ቦታ የምንለው እንግዲህ ለምሳሌ ቀዝቃዛማ የሆነ ደጋማ አካባቢ ላይ የምንኖር ከሆነ እንግዲህ ሁለት ብርድ ልብስ ልንጠቀም እንችላለን ማለት ነው። እንዲሁም ደግሞ በጣም በረሃ አካባቢ ላይ የምንኖር ከሆነ እንግዲህ አንድ ብርድ ልብስ ወይም ደግሞ ላንጠቀምም አንሶላ ወይም ደግሞ ስስ የሆነ ነገር ለብሰን ልንተኛ እንችላለን ማለት ነው። እንግዲህ በአጠቃላይ ስንት ብርድ ልብስ ትለብሳለህ ለሚለው ምላሽ ለመስጠት እኔ የምለብሰው ያው አንድ ብርድ ልብስ ነው። ብዙ ጊዜ በኖርማል ወይም ደግሞ ጥሩ በሆነው የአየር ንብረት ላይ ማለት ነው። ነገር ግን ግን ጥያቄው እንግዲህ ስንት ነው ከተባልን እንዲህ አይነት ጥያቄዎችን ለመመለስ ያው ያለንበት የአየር ሁኔታ እንዲሁም ደግሞ ያለንበት አካባቢ ይወስነናል ብለን ልንመልስ እንችላለን። እንግዲህ ያየል ያለንበት የአየር ሁኔታ ስንል ደግሞ ለምሳሌ ዝናብና ብርድ በሚሆንበት አካባቢ ሁለት ብርድ ልብስ እንጠቀማለን። እንዲሁም ደግሞ ፀሀያማ በሚሆንበት አካባቢ ላይ ደግሞ አንድ ብርድ ልብስ የምንጠቀምበት ሁኔታ አለ ማለት ነው። ከዚህም በተጨማሪ የወቅቶችም እንዲሁ በምለብሰው የአየር ንብረት ላይ ተጽዕኖ ያሳድራሉ ማለት ነው። ለምሳሌ የኛ አካባቢ ላይ እንግዲህ ከህዳር እስከ ጥር አካባቢ ጊዜ እጅግ በጣም ቀዝቃዛ የሚሆንበት እና ሁለት ብርድ ልብስ የምንጠቀምበት ሰዓት ነው ማለት ነው። ነገር ግን በጋማው አካባቢ ላይ ደግሞ አንድ ብርድ ልብስ ብቻ በቂ ይሆናል ማለት ነው። በእነዛ በጥቢ ወራት ወይም ደግሞ ከ ከመስከረም ጥቅምት ህዳር እና ታህሣሥ አካባቢ ላይ እንግዲህ ቀዝቃዛ የአየር ንብረት ሲሆን ሁለት ብርድ ልብስ ለብሰን እንኳን እጅግ በጣም ይበርደናል ማለት ነው። እኔ እንደምንኖርበት አካባቢ ግን ደግሞ አንዳንድ አካባቢዎች ላይ እንግዲህ እንደዚህ አይነት በዚህ ወቅት ራሱ አንድ ልብስ ብቻ ለብሰን ሙቀት ስለሚሆን አንድ ልብስ ብቻ በቂ ይሆናል ማለት ነው። እናም እንግዲህ ወቅቶች ስንል በዚህ ነው ማለት ነው ሌላው ደግሞ በጋ ላይ በጋ እንግዲህ ከጥር በኋላ እስከ ግንቦት አካባቢ ያለው እንግዲህ ወቅት ያው አሪፍ ሞቃት ማለትም ተመጣጣኝ ስለሆነ አንድ ልብስ አንድ ብርድ ልብስ ብቻ በቂያችን ሆኖ ይቀጥላል። ነገር ግን እንደውም ደግሞ በተመሳሳይ ክረምት ላይም እንደዚሁ ቀዝቀዝ ይላል እና ሁለት ብርድ ልብስ የምንጠቀምበት ይሆናል ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ የብርድ ልብሱ አይነትም ስንት ብርድ ልብስ ትለብሳለህ ለሚለው ምላሽ ሊሰጥ ይችላል። ማለትም ብርድ ልብሱ እጅግ በጣም ወፍራም ከሆነ ለምሳሌ ዘጠኝ ኪሎ እና አስራ ሁለት ኪሎ አስራ ሁለት ኪሎ ከሆነ በማንኛውም የአየር ሁኔታ ውስጥ ማለትም በጣም ቀዝቃዛ በሚሆንበት የአየር ክልል ውስጥ እንግዲህ ይሄን አስራ ሁለት ሁለት ኪሎ ብቻ በቂ ይሆናል ማለት ነው። ነገር ግን በጣም ስስ ከሆነ ለምሳሌ ከዘጠኝ ኪሎ ያነሰ ስድስት ኪሎ ወይም ደግሞ በጣም ትንሽ አራት ኪሎ እንደዛ አይነት ብርድ ልብስ የሚሆን ከሆነ ሁለት የምንጠቀመበት ሁኔታ ይፈጠራል ማለት ነው። እናም እንግዲህ ስንት ብርድ ልብስ ትለብሳለህ ለሚለው ምላሽ እንደ አጠቃላይ ምላሽ ለመስጠት ስንፈልግ ያለንበት የአየር ሁኔታ እንዲሁም ያለንበት አካባቢ ወቅቶችና የብርድ ልብሱ አይነት ይወስኑናል ብለን ምላሽ እንሰጣለን ማለት ነው። ነገር ግን እንደ ፐርሰናል ወይም ደግሞ እንደ ግል ከተጠየኩ እኔ አብዛኛውን ጊዜ የምጠቀመው አንድ ብርድ ልብስ ነው ብዬ መልሴን እሰጣለሁ

ሰላም ሰላም ሰላም ጤና ይስጥልኝ እኔ በጣም ደህና ነኝ እናንተ እንዴት ናችሁ እያልኩ እቀጥላለሁ እንግዲህ የምታስታውሰው ልዩ በዓል አለ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ። አዎ የማስታውሰው በአመት አንዴ የሚመጣ ልዩ የሆነ በዓል አለ። ይህ በዓልም እንግዲህ የማስታውስበት ዋና ብዙ ምክንያቶች አሉ የማለት ነው። በዋናነት ግን የማስታውሰው ልዩ በዓል ያው ብዙ አይነት በዓሎች አሉ በእኛ አካባቢ የሚከበሩ በአመት አንድ ጊዜ ማለት ነው። እና እነዚህን በዓሎች እንግዲህ ልዩ አድርጌ ወይም ደግሞ በማይረሳ መልኩ የማስታውሳቸው የበዓላት ቀኖች አሉ። ለምሳሌ የመስከረም አንድ ወይም ደግሞ ዮሐንስ ወይም ቅዲስ ዮሐንስ ተብሎ የሚጠራው አዲስ አመት ማለቴ ነው። እናም ይህንን አመት መቼም የማረሳው ሁሌም ትዝ የሚለኝ አልፎ እንኳን ደግሞ እስከሚመጣ በጣም የማስታውሰውና የሚናፍቀኝ የባህል አይነት ነው ማለት ነው። እንግዲህ ይህንን በዓል በከፍተኛ ሁኔታ አስታውሰዋለሁ። ይሄ የሆነበትም ምክንያት እንግዲህ ይህንን በዓል እንዳስታውሰው ያደረገኝ በዚህ በአዲስ አመት ላይ ከፍተኛ የሆነ ብዙ ፕሮግራሞች እና ኢቭንቶይች ስለሚደረጉ ነው ማለት ነው። እናም እንግዲህ እነዚህን ባህሎች ለማከናወን ያው የተለያዩ ነገሮችን እናደርጋለን ማለት ነው። የአዲስ አመት እንግዲህ ይሄን አዲስ አመት ለማክበር ብዙ ነገሮች ይካሄዳሉ ማለት ነው። እንግዲህ ከእነዚህም መካከል ለምሳሌ በዚህ በአዲስ አመት እንግዲህ አዲስ ልብስ ተለብሶ በአዲስ መንፈስ በአዲስ ደስታና በአዲስ ምኞት የመጪውን ወይም ደግሞ የገባውን አመት እንግዲህ በተስፋ እንግዲህ የሰላም የፍቅር የሚሆንበትና መው ሙሉ ተስፋችንን በጥሩ ሁኔታ የምናስታውስበት የበአል አይነት ነው ማለት ነው። እናም ይህ በዓል እንግዲህ ልዩ የሚያደርገው ከሌሎቹ እንግዲህ እንዳስታውሰው የሚያደርገኝ በተለይ በእኛ አካባቢ በደማቅ ሁኔታ የሚከበር በመሆኑ ነው። አከባበሩም እንግዲህ ዳቦ ተጋግሮ ቆሎ ተቆልቶ እንዲሁም ደግሞ ሌላ ሌላ ነገሮች የተደረገው የተለያዩ ባህሎቼን እናከብራለን ከዚህም በተጨማሪ እንግዲህ በጎች ታርደው ወይም ደግሞ ሌሎች ሌሎች ነገሮች ተደርገው ማለት ነው። እንዲሁም የተለያየ ነገር ይደረጋል እንግዲህ የተለያዩ መጠጦችም በዚሁ ይኖራሉ እናም ከቤተሰብ ጋር ተሰባስበን ቡና ተፈልቶ የቡና ቁርስ እየተቆረሰ በከፍተኛ ሁኔታ በዓላትን እናከብራለን ማለት ነው። እናም ይሄን በዓላት እንግዲህ ስናከብር ልዩ በሆነ መንገድ ነው የምናከብረው እናም ይሄን እንዳስታውሰው ያደርገኛል ማለት ነው። ሌላው ደግሞ እንግዲህ የገና በዓል የገና ወይም ደግሞ ጥምቀት የጌታችን የኢየሱስ ክርስቶስ የልደት በዓል ማለታችን ነው እንግዲህ ይህንን ቀንም እንዲሁ በልዩ የምናከብረው በዓል ነው ማለት ነው። ይህ በዓል በዋናነት መንፈሳዊ በዓል ወይም ደግሞ የኦርቶዶክስ በተለይም የኦርቶዶክስ የክርስትና የኦርቶዶክስ እምነት ተከታይ በሰፊው ሁኔታ የሚያከብሩት በዓል ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደበት እለት በመሆኑ ይህንንም እንግዲህ በደማቅ ሁኔታ በእኛ አካባቢ እናከብረዋለን ማለት ነው። አካባቢሩም እንግዲህ በተለያየ ሁኔታ እንደየአካባቢው የሚለያይ ይሆናል ማለት ነው። ለምሳሌ ብንወስድ እኛ አካባቢ ላይ እንግዲህ በገና የመጀመሪያው የዋዜማ የሚባል የሴቶች የገና የሚባል አለ ማለት ነው። እና ይሄ የሴቶች የገና እንግዲህ ሴቶች ወጣው ወጠንቅ ወይም ደግሞ ሩር የሚባል አለና ያንን እንግዲህ ገና ተጠቅመው ጨዋታ የሚጫወቱበት ጊዜ ነው ማለት ነው። ሌላው ደግሞ በሁለተኛ በሃያ ዘጠኝ እንግዲህ ወንዶች እንደዚህ አሁን እንደ ሴቶቹ ገናና ሩር ይዘው ሜዳ ላይ ወጣው የተለያዩ ጨዋታዎችን የሚያካሂዱበት ጊዜ ነው ማለት ነው። እናም ይህ የባል አከባበር እንግዲህ በከተማና በገጠር ይለያያል ማለት ነው። ምክንያቱም ከተማ አካባቢ ላይ እንደዚህ አይነት ነገሮች ብዙ ጊዜ አይስተዋሉም። ይልቅስ ያው የተለያዩ ፕሮግራሞች ቴሌቪዥን ላይ በመመልከት እንግዲህ ቀናቸውን ያሳልፋሉ ማለት። እና በዚህ በግና በዓልም እንግዲህ ቤተክርስቲያን በመሄድ የተለያዩ ነገሮች ሲከናወኑ እናያለን እና ይህንን በዓልም እንግዲህ ሁሌ የማስታውሰው የማረሰው በዓል ነው ማለት ነው። እንግዲህ ይህ በዓል በብዛት የሚከበረው እንዳልኳችሁ በክርስትና ወይም ደግሞ በኦርቶዶክስ እምነት ተከታዮች በተለይ በሰፊው ይከበራል ማለት ነው። ሌላኛው ደግሞ የማይረሳኝ እና በጣም የምወደው የፋሲካ በዓል የፋሲካ በዓልን እንግዲህ እኛ አካባቢ በደማቅ ስለሚከበር ይህንን በዓል እንግዲህ በጣም አድርጌ አከብረዋለሁ ማለት ነው። እናም ለኔ ልዩ የሆነ ስሜትን የምሰጥ በጣም የምወደው የበአል አይነት ነው። እንግዲህ በዓል ጥሩ የሆነና በጣም የሚወደድ በዓል በመሆኑ በእኛ አካባቢ ላይ በሰፊው ይከበራል ማለት ነው። እናም እንግዲህ በተለያየ ቦታ በተለያየ አይነት አከባበር ስነ ስርዓት ይከበራል ማለት ነው። እና እንግዲህ እኔ ልዩ የሆኑት እነዚህ ሶስት በዓላቶች በጣም ልዩና የማይረሱ

ሰላም ሰላም ጤና ይስጥልኝ እንግዲህ ለምን ያህል ጊዜ በዚህ ስራ ሰርተሃል ለሚለው ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ ለምን ያህል ጊዜ ስራ ሰርተሃል የሚለው? አሁን እየሰራሁት ያለሁት የመስመር ላይ ስራ ነው። ይህም ስራ እንግዲህ ለምን ያክል የሰራህ ከተባልኩ ያው አሁን ከሁለት ሳምንት በላይ የሚሆን ጊዜ ሆኖኛል ማለት ነው። በዚህ ስራ ላይ ስሰራ እና ይሄንም ስራ። በብርታት ነው እየሰራሁ ያለሁት ማለት ነው። ምክንያቱም ይህ ስራ እንግዲህ ያው ገንዘብ ያስገኛል ብዬ እንዲሁም ደግሞ። ለወደፊት የኛው ኤአይ ወይም ደግሞ የአርቲፊሻል ኢንተለጀንስ ወይም ደግሞ የተለያዩ ሮቦቲክ የሆኑ ነገሮች ወደፊት እየተፈበረኩ ስለሚመጡ ለመረጃነት ያገለግላል ተብሎ ድምፃችን በተለያየ ጥያቄዎች እየመጣ ለነዛ ጥያቄዎች በአማርኛ መልስ እየሰጠን እንገኛለን ማለት ነው። እናም ይህን ጥያቄ እንግዲህ መስራት ከጀመርኩ ሶስት ሳምንት ገደማ ሆኖኛል ማለት ነው። እናም ይሄንን ስራ ስሰራ እንግዲህ በደስታ እና ጥሩ በሆነ ተስፋ ነው እየሰራሁ ያለሁት ማለት ነው። ምክንያቱም ይህ ስራ ለኔ በጣም ወሳኝ በመሆኑ ማለት ነው። እና ይሄን ስራም እንግዲህ ለሶስት ጊዜ እየሰራሁት ነው የምገኘው ማለት ነው። እናም እንግዲህ ሁላችንም ይሄንን ስራ ስንሰራ ገንዘብ እናገኛለን ብለን ነው እየሰራን ያለነው። ምክንያቱም እንግዲህ ይሄ ስራ ብዙ ጠቀሜታዎች ለኔ አሉት። እንግዲህ ከጥቅሜታዎችም መካከል የመጀመሪያውን ብናይ እንግዲህ ያው በቀላሉ ገንዘብ የምናገኝበት መንገድ በመሆኑ ለገንዘብ የገቢ ምንጭነት በመሆን ያገለግላል ማለት ነው። ሌላውና በሁለተኛ ደረጃ ደግሞ ይህንን ስንሰራ ስራ ስንሰራ እንግዲህ የተለያየ ኪላችንን እያዳበርን ነው ማለት ነው። ይህም ማለት ኪላችን እያዳበርን ነው ስንል እንግዲህ የማወቅ ኪህላችንን ወይም የመናገር ኪላችንን እያዳበርንበት ወይም ደግሞ የመናገር ኪላችንን እየጨመረልን ያለን ስራ በመሆኑ ያለ ስራ በመሆኑ እንግዲህ ይህንን ስራ በፍቅርና በደስታ እያከናወንኩ ነው የምገኘው ማለት ነው። እናም እንግዲህ ሁሉም ሰው ይህንን ተገበይ ይሄንን ታሳቢ በማድረግ ይሄንን ስራ ቢሰራ በሁለት መንገድ እንደሚጠቀም ተስፋዬ ነው ማለት ነው። እና እንግዲህ ሁላችሁም ይህን ስራ በሁለት መንገድ እንዲሰራ እንድትሰሩ እንድታከናውኑ እነግራችኋለሁ ማለት ነው። እንግዲህ የመጀመሪያውንም ስናይ እንግዲህ እንደተባለው የመጀመሪያው ገንዘብ ለማግኘት እንግዲህ ያለምንም አይነት መጥፎ ነገር ወይም ደግሞ ያለምንም አይነት ስጋቻ ስራውን በመስራት ምናልባትም ምንም አይነት ገንዘብ ከእኛ ወጪ ሳናደርግ ማለት ነው። ያው ይህ ሲባል እንግዲህ ያው የገንዘብ ለካርድ የምናወጣቸው ወጪዎች እንዳሉ ሆነው ነገር ግን። ተዚህ በተጨማሪ ወይም ደግሞ ሌላ ግብ በዛ ያለ ጠቀም ያለ ገንዘብ በእጅተን የምንሰራው አይነት ስራ ባለመሆኑ በእኛ ላይ ያን ያክል አደጋ የሚያደርስ ወይም ደግሞ ያለንን የገቢ ምንጭ ወይም የኢኮኖሚ ደረጃችንን የሚያዳክም ስላልሆነ እና ይልቅስ በተቃራኒው የኛን የኢኮኖሚ ወይም ደግሞ ምጣኔ ሀብታችንን ከፍ የሚያደርግ በመሆኑ ምክንያቱም በዶላር ስለሚከፈለን በቀላሉ ያችን ዶላር ወደ እኛ ምንዝረን ወደ ብር መጠቀም ስለሚያስችለን ነው። ሌላው ደግሞ ሁለተኛው እንግዲህ እንደተባባልነው የሁለተኛው ጠቀሜታ ደግሞ እውቀትን ከማዳበር አንፃር እንዲሁም ደግሞ የመናገር ኪላችንን ከማሳደግ አንፃር ብዙ ጠቀሜታዎች አሉት ማለት ነው። እና ሁላችሁም ይህንን ብትሰሩ እንደምትጠቀሙ በሁለት መንገድ ጠቀሜታን እንደምታገኙ እነግራቹሀለሁ። እናም እንግዲህ እኔ ይሄን ስራ መስራት ከጀመርኩ ይኸው ሶስት ሳምንት ሆኖኛል ማለት ነው። እናም በዚህ በሶስት ሳምንት ውስጥ እንግዲህ መጀመሪያ ሲጀምር አካባቢ የነበረኝ ያነጋገር ኪሂል እና አሁን አሁን እየተነጋገርኩ ያለሁበት ያነጋገር ኪሂል ፈጽሞ የተራራቀ ነው። ይህም ሲባል እንግዲህ በመጀመሪያ አካባቢ ላይ የነበረኝ ሁለት ወይም ደግሞ ሶስት አረፍተ ነገር እንደተናገርኩ ቀጥታ ቀጥል ነበር አሁን ላይ ግን ያው እንግዲህ ምናልባትም ይህ ስራ ወይም ደግሞ አምስት ደቂቃ ነው። እየሰራሁ ያለሁት ማለት ነው እና። ይሄን አምስት ደቂቃ ስሰራ እንግዲህ ቃላቴ ሳያልቅ ወይም ደግሞ ሀሳቤን ሳልቋጭ ደቂቃው ደርሶ ማክሲመም ወይም ደግሞ የከፍተኛ ላይ ደርሶ ራሱ ያቋርጠኛል ማለት ነው። እናም እንግዲህ ምን ልላችሁ ፈልጌ ነው? በመጀመሪያ ያነጋገር ኪሌ ብዙም አልነበረም ነገር ግን ቆይቼ ያው እዚህ ስሰራ በመቆየቴ ይህንን ያነጋገር ኪሌን እያዳበረልኝ መሆኑን ለመናገር እወዳለሁ። እናም ሁላችሁም ይህንን ስራ ብትሰሩ በጣም ተጠቃሚ ስለምትሆኑ ይህንን ስራ እንድትሰሩ ሁላችሁንም እጋብዛችኋለሁ ማለት ነው። እና ይህንን ስራ መስራት እንግዲህ ብዙ ጠቀሜታዎች ስላሉት ሁላችሁም ይህንን ስራ እንድትሰሩ እመክራቹሀለሁ ማለት ነው። እና ይህ ስራ ብዙ ጠቀሚታዎች ስላሉት ሁላችሁም ብትሰሩት በጣም አሪፍ ነው ለማለት እወዳለሁ። ስራው ብዙ አይነት ተቀሜታዎች አሉት ያው እንደነገርኳችሁ እና ይሄ እነዚህን ጠቀሚታዎች ለማግኘት የግድ ይሄን ስራ መስራት ግዴታ ነው

ሰላም ሰላም ጤና ይስጥልኝ በጣም አመሰግናለሁ እንግዲህ መዝገቦችን ታስቀምጣለህ የሚለውን ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። ምላሼም አዎ መዝገቦቼን አስቀምጣለሁ ምክንያቱም እንግዲህ መዝገቦቼን ማስቀመጥ ማለት እንግዲህ የተለያዩ መዝገቦች ወይም ደግሞ በስራ ላይ የተለያዩ መዝገቦችን እና የተለያዩ ነገሮችን እናስቀምጣለን በተለይም ደግሞ የተገበያየንባቸውን ነገሮች እንደዚህ አይነት መሰል ነገሮች እንግዲህ ተመዝግበው ይቀመጣሉ። እናም እነዚህን ነገሮች ለረጅም ጊዜ ማለትም ከአሁን በተጨማሪ ለወዲያኛው ወይም ደግሞ ለረጅም ጊዜ ለመጠቀም እነዚህን ነገሮች እንግዲህ እንጠቀማለን ማለት ነው። የተለያዩ መዝገቦች ይኖሩናል እናም እነዚህ መዝገቦች እንግዲህ ለረጅም ሰዓት ማለትም ለወዲያኛው በምንጠቀምበት በሚያስፈልጉት ጊዜ ለመውሰድ እና ለመጠቀም። እነዚህን መዝገቦች በጥሩ ሁኔታ ላይ ማስቀመጥ እጅግ በጣም አስፈላጊ በመሆኑ እነዚህን መዝገቦች እንግዲህ አስቀምጣለሁኝ ማለት ነው ምክንያቱም መዝገቦችን ማስቀመጥ እንግዲህ ብዙ ጠቀሜታዎች ስላሉት ነው። ለመጀመሪያ ብንወስድ እንግዲህ እነዚህመዝገቦች ለሁለተኛ ጊዜ ያስፈልጉናል ለምሳሌ ብድር ሰጥተን ቢሆን በዚህ በብድር ላይ እንግዲህ የሆነ መዝገብ ይኖርና ይቀመጣል ማለት ነው። ይህ መዝገብ እንግዲህ በአጋጣሚ ሰውየው ቢከዳ ወይም ደግሞ ገንዘቡ ይሄን ያህል ብቻ እንጂ ይሄን ያህል አይደለም ቢል መዝገቡን አውጥተን ልናሳይ እንችላለን ማለት ነውናም እነዚህ መዝገቦች ከፍተኛ የሆነ ጠቀሜታዎች አሏቸው። በተለይ ደግሞ የተለያዩ የንግድ ልውውጡ የሚደረግባቸው ድርጅቶች ወይም ደግሞ እንደዚህ አይነት ነገሮች የሚከናወኑባቸው ቦታዎች መዝገብ የግዴታ ነው ማለት ነው። ለምሳሌ ባንክ ቤት ብንሄድ አሁን ብዙ አይነት መዝገቦች ተሰንደውና ተመዝግበው እናገኛለን እነሱ መዝገቦችን ለረጅም ሰዓት መቀመጥ ይኖርባቸዋል። እናም እኔም በዛ ስለማምን መዝገቦችን የተለያዩ መዝገቦችን በጥሩ ሁኔታ አስቀምጬ ለረጅም ሰዓት እጠቀማለሁ የማለት ነው። ምክንያቱም እነዚህ መዝገቦች የሆነ ጊዜ ስለሚያስፈልጉ ማለት ነው። እናም እንግዲህ ሁላችንም እነዚህ የመዝገብ አያያዝ ስነዘዴያችንን ልናዳብር ይገባል ምክንያቱም መዝገብ አያያዝ ከአሁኑ የምናዳብረው ነገር መሆን አለበት። ለምሳሌ በቀላሉ ብንነሳ እንኳን እኔ አሁን የተለያየ ነገር እመዘግባለሁ ለምሳሌ ብንወስድ እንግዲህ ልብስ ገዝቼ ወይም ደግሞ ለመሸጥ ከፈለኩ የዛ ልብስ የገዛሁበት መዝገብ ይኖረኛል ማለት ነው። እና ይህ መዝገብ በደንብ መቀመጥ አለበት ምክንያቱም ብዙ ልብሶች በማመጣበት ጊዜ እንግዲህ እያንዳንዱን የልብስ መጠን ዋጋ ስለማላውቅ ማለት ነው። እና ይህንን ለማስታወስ እና ጥሩ ገቢ ወይም ደግሞ ጥሩ የሆነ ትርፍ ለማግኘት የግዴታ ይህን መዝገብ ያስፈልገኛል። እናም ስለሆነም ይህንን መዝገብ አስቀምጣለሁ ማለት ነው። እናም አብዛኛው ሰው በመዝገብ እንግዲህ ይጠቀማል እናም ይህንን መዝገብም ለረጅም ሰዓት በተገቢው ቦታ እና በተገቢው ሰዓት ልናገኘው እንዲሁም ደግሞ ለረጅም ጊዜ እንዲያገለግለን ልናስቀምጠው ይገባል ማለት ነው። እናም ሁላችሁም የምመክራችሁ ነገር ቢኖር ይህንን መዝገብ ሁላችንም መጠቀም በጣም አስፈላጊ በመሆኑ ሁላችሁም ይህንን መዝገብ ልታስቀምጡና ልትጠቀሙት ይገባል እላለሁ። እና ይህ መዝገብ እንግዲህ ለተለያዩ አላማዎች ሊውል ይችላል እንዳልነው አንድም ሰውየው ቢከዳን ለምሳሌ በፍርድ ቤት ለመክሰስ ይህ መዝገብ ወይም ደግሞ የመዝገብ ሰነድ ስለሚያስፈልግ ነው። ይህ ከሌለን ግን ሰውየው ከገካ ወይም ደግሞ የተዋዋልንበት ውል ከሌለ በቀጥታ ሰውየው ሊከዳና አላየውም ማለት ይችላል። ማስረው ነገር ግን የፈረመበት መዝገብ ካለ ይህ መዝገብ ተቀምጦ ተሰንዶ ለፍርድ ቤት ሲቀርብ ሰውየው የግዴታ ያንን የከዳውን ነገር ሊከፍል ይገደዳል ማለት ነው። እና ስለሆነም ሁላችሁም እንግዲህ ይህንን መዝገብ ልታስቀምጡት ይገባል ማለት ነው። አይረባም ለጊዜው ከተጠቀምንበት ብሎ መጣል ዋጋ ሊያስከፍለን ስለሚችል መዝገቡን በስነ ስርዓት ማስቀመጥ ይጠበቅብናል። ምክንያቱም ይህ መዝገብ እንግዲህ ያን ያክል የሚይዘው ቦታም ባለመኖሩ መዝገብን እንግዲህ ይልን ያስቀምጠው ይገባል። እንግዲህ መዝገብ አያዛችን በሁለት አይነት መንገድ ሊሆን ይችላል ማለት ነው። እንግዲህ አንደኛው መዝገብ የሚያዝበት እንግዲህ በወረቀት ወይም ደግሞ በተጻፈ ማቴሪያል ወይም በተጻፈ ነገር ላይ ወረቀት ላይ በሰፈረ ነገር መዝገብን ልናስቀምጥ እንችላለን ማለት ነው። እንግዲህ የዚህ አይነቱ የመዝገብ አያያዝ ለብዙ አዳጋዎች ሊጋለጥ ይችላል ማለት ነው። ወይም ሲባል ለምሳሌ የመቀደድ የመቃጠል እድሉ ሰፍተኛ ከፍተኛ ሊሆን ይችላል ማለት ነው። እንዲሁም ላያያዝም ብዙ የሚመች አይደለም። ሌላኛው እና ሁለተኛው ደግሞ በተለያዩ በስልካችን ሊሆን ይችላል እንደዚህ ኤሌክትሪክ ነክ በሆኑ ነገሮች መዝግበን የምናስቀምጥበት ሁኔታ ነው ማለት ነው። ለምሳሌ በሞባይል ስልካችን ብዙ ነገር መዝግበን ይሆናልና እነዚህን መዝገቦች እንግዲህ ማስቀመጥ ይጠበቅብናል ማለት ነው። እና እነዚህን መዝገቦች ለሌላ ጊዜ ለመጠቀም

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ይህንን የቀረበልኝን ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ የጥያቄውም እንዲህ ይላል ስለ ልጅነትህ የመኖሪያ ቤትህ ንገረኝ ይለኛል። እንግዲህ የልጅነቴ ኖርባት የነበረችው ገጠራማ ዋካ የሚገኝ ቦታ ላይ ነበር ማለት ነውና። እዚህ የገጠራማው አካባቢ ላይ እንግዲህ አኖርባት የነበረችው አቤቴ እንግዲህ ከሳር የተሰራች ጠበብ ያለች ቁጮ ቤት ተብሎ የምትጠራ ቤት ላይ። እንግዲህ በልጅነቴ እኖር ነበር ማለት ነው እናም እዚች ቤት ላይ እንግዲህ ብዙ ነገሮቼን አልፌባታለሁ ይቺን ቤት ሁሌም ነው ትዝ የምትለኝ ማለት ነው። እንግዲህ ይቺ የሳርፌት ቁጭ በጣም ደስ የምትል ማለትም ሙቀት የምትሰጥ በልጅነት እድሜ ያደኩባት በመሆኗ በጣም የምወዳት አሁን ድረስ የማስታውሳት ናት ማለት ነው። ከዛም እንግዲህ ከየተወሰነ አደግ ካልኩኝ ማለትም አምስት አመት አካባቢ ላይ ከደረስኩ በኋላ ቤተሰቦቼ ቆርቆሮ ቤት ሰርተው። ጠበብ ያለች ቆርቆሮ ቤት ሰርተው በዛች እኖር ነበር ማለት ነው እናም ያቺ ቆርቆሮ ቤት በጣም ለረጅም ጊዜ ተጠቅመናት። ዘመም ብላ ነበር ማለት ነው እናም ይቺን ቆርቆሮ ቤት ደግሞ እንግዲህ በሂደት ቤተሰቦቼ ቀይረዋቸው ቀይረውት ሰፋ ያለ ትልቅ የሆነ ቁርቁሮ ቤት ከሰርቶ እዛ መኖር ጀምሬያለሁ ማለት ነው። እናም እንግዲህ በልክነቴ በጣም የማይረሳኝ ያቺ በሳርፌ የተኖረባት የነበራት ኑሮዬን መቼም ነው የማረሳው ምክንያቱም በልጅነት እድሜ የተከናወኑ እያንዳንዱ ተግባራት ሁሌም ትዝ የሚልና የማይረሳ በመሆኑ። ይቺን እሳር ቤት እስከ ዛሬ ድረስ የማስታውሳትና የምወዳት የመኖሪያ ቤቴ ነበረች ማለት ነው። እናም ይቺ የመኖሪያ አባቴ ደግሞ ትዝ የሚለኝ እንግዲህ ዝናብ በሚሆንበት ጊዜ በተለይ በክረምቱ ወቅት እንግዲህ ይቺ ቤት በከፍተኛ ሁኔታ ታፈስ ነበር ማለት ነው። በተለይ ደግሞ የምንተኛው አካባቢ ላይ ዝናብ ያፈስ ስለነበረ እዚች ቤት ላይ እንግዲህ ፍሳሹን በተለያየ ነገር በጨንታ በሸራና እንዲሁም ደግሞ ይሄ ቁስቁስ ነው የሚባል ነገር ደርበን በሚያፈስበት ቦታ ላይ በዛን ጠድብ እንደነበረ ሁሌም የማረሰው ነገር ነው። በተለይም ደግሞ እዚች ቤት ላይ እንግዲህ ዝናብ በሚጥልበት ጊዜ ስለታፈስ ታፈስ ስለነበረ ብድጃው ላይ ፍሳሽ እየሆነበት እንግዲህ ማዘር ምግብ ለማብሰል በጣም ትቸገር እንደነበረና በተለይ ጠዋት ጠዋት ገስግሼ ምግብ ለመብላት ትቸገር እንደነበር የማረሰው ሀቅ ነው። ማለት ነው ይህም ሲባል እንግዲህ ማዘር ወይም ደግሞ እናቴ ምግብ ለማብሰል ትቸገር የነበረውም ቤቱ ላይ ፍሳሽ ስለነበረበትና ምድጃው ስለሚመነጭ ወይም ደግሞ እርጥበት ስለሚኖረው ጠዋት ተነስታ ሳይደርቅ ምግብ ለማብሰል በጣም ትቸገር ስለነበረ ነው። ምክንያቱም በዛን ጊዜ እንድጠቀም የነበረው እንግዲህ የማግዶው እንጨትን ብድጃ ላይ በማንደድ ስለነበረ ይህንን የማገዶ ወንጭት ምድጃ ላይ ለማደድ ምድጃውም እርጥብ ስለነበረ እዚያ ላይ እንግዲህ ምግብ እጅግ በጣም አዳጋች ይሆን ስለነበረ ነው። እናም እኔ ጠዋት ጠዋት እየራበኝ አለቅስ እንደነበረም ትውስታዎቼ አብረውኝ እስካሁን ድረስ ናቸው። እናም እንግዲህ እናቴ በጣም ተቸጋግራ ከጎረቤትም ቢሆን አመድ ከበድራ ብለው ላይ አመዱን አድርጋ ያንን አመድ አድርጋ እንግዲህ ምግብ ወጥ ትሰራለኝና ምሳዬን እበላ ነበር። እንግዲህ እኔ ህፃን በነበርኩበት ጊዜ ምግብ የምበለው ወጥ ሳይሰራ በድቁስ ወይም ደንፎ ደረቁን መብላት በጣም አልወድም ስለነበረ እንግዲህ ጠዋት ምግብ ካልተሰራ ወይም ደግሞ ወጥ ካልተሰራልኝ እንጀራ ቢኖርም እንኳን ባፌ አላደርግም እንዲሁ ዝም ብዬ አለቅስ ነበር ማለት ነው። እናም ይቺ ቤት እንግዲህ በሂደት ያው በትንሽ ቆርቆሮ ከተቀየረች በኋላ ግን ምግብ በጧት አገኘ ነበር በጧት በልቼ ወደፈለኩት ጨዋታ እየሄድኩ እጫወት እንደነበረ። ትውስታዎቼ ከእኔ ጋር ናቸው እናም እንግዲህ ስለ ልጅነቴ ቤት የነበረኝ ይሄ ነው ሁሉም ሰው ደግሞ ያደገበት የራሱ የሆነ ቤት በልጅነቱ የሚያስታውሰው ይኖረዋል ብዬ ተስፋ አደርጋለሁ። ምክንያቱም በልጅነት እድሜ ያከናወንናቸው እያንዳንዷን ተግባር መቼም የማይረሳንና እስካሁን ድረስ በትውስታ መልኩ ያሉም ሆናቸው ለሁላችንም ግልጽ ነው። እናም እንግዲህ ሁላችሁም ይህንን ልትናገሩ ይገባል እናም በልጅነቴ የመኖሪያ ቤቴ እንግዲህ የሳር ቤት እንደነበረች በመጀመሪያ ያቺም ደግሞ ታፈስ እንደነበረና ምግቤንም ደግሞ በቀላሉ ማግኘት እንደማልችል በተለይ ጠዋት ጠዋት ሲሆን ዝም ቦታ አደረ ማዘር ምግብ ለማብሰል ትቸገር ስለነበረና እኔም ደግሞ በጧቱ ምግብ ለማግኘት በጣም አዳጋች ይሆንብኝና እያራበኝም አለቅስ እንደነበረ እንዲሁ በዚሁ ላይ ተናግሬያለሁ። ከዚህም በመቀጠል ደግሞ ያቺ ቤት ፈርሳ ትንሽ ቆርቆሮ ተተሰራች በኋላ ያቺም ቆርቆሮ በጣም ለረጅም ጊዜ እየተጠቀምናት እንደሆነ እና። ያቺ ቆርቆሮም እንግዲህ ብዙ ጊዜ ከመጠቀማችን የተነሳ ዘመም ብላ እንደወደቀች

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ። እንግዲህ ለተጠየኩት ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ የተጠየኩትም ጥያቄ ላፕቶፕ አለህ? የሚል ነው ማለት ነው። ምላሼም ደግሞ አይ ላፕቶፕ የለኝም። ምክንያቱም እንግዲህ እኔ ላፕቶፕ ብዙም አልጠቀምም። ላፕቶፕ በርግጥ ለመግዛት ያን ያክል የሚያስቸግር አይደለም። ምክንያቱም ከሰው ላይ ላፕቶፕ ለመግዛት እጅግ በጣም በቀላል ዋጋ ከስልክ ባልበለጠ ዋጋ ላፕቶፕ መግዛት ይቻላል። ነገር ግን ላፕቶፕ እንግዲህ ከስልክ ያነሰ፤ ወይም ደግሞ ከስልክ በታች የሆነ አገልግሎት ያለው መስሎ ስለሚታየኝ ነው። ምክንያቱም በላፕቶፕ እኔ ምንም አይነት የምሰራው አይነት ነገር ስራ ስለሌለኝ፤ ላፕቶፕ ለጊዜው የለኝም። እንዲሁም ደግሞ በተጨማሪ አንዳንድ ጓደኞቼ በጣም ሲቸገሩ ላፕቶፕ ያላቸውን አያለሁ። ይህም ሲባል በእያንዳንዱ በሚጓዙበት እንቅስቃሴ ሁሉ ላፕቶፓቸውን ተሸክመው ሲዞሩ አያለሁኝ። የሚሆንበት እንግዲህ ቤታቸው ላይ ጥለነው ብንሄድ ጓደኛችን ይሰብርብናል ወይም ደግሞ ይዘረፍብናል ብለው ስለሚያስቡ ነው። እና እንግዲህ እንደዚህ አይነት ነገር ስላለበት እኔም ደግሞ ተሸክሞ መዞር በጣም ስለሚያስጠላኝ ላፕቶፕ እንዳልገዛ ምክንያት ሆኖኛል ማለት ነው። እንግዲህ ላፕቶፕ አለመግዛት ያን ያክል ጉዳት የለውም። ምክንያቱም እኔ አሁን እየተማርኩ ያለሁት ምንም አይነት ላፕቶፕ ሳይኖረኝ ስልኬን በመጠቀም ነው። ከላፕቶፕስ የስልክ የስልክ ጥቅም በጣም ከፍተኛ ነው። በተለይ ተማሪ የሆነን ደግሞ ይህ ላፕቶፕ ሳይሆን ለኛ በጣም ጠቃሚ የሆነው የሞባይል ስልክ በመሆኑ ይልቅስ ከስልክም ደግሞ ስማርት ፎን ለተማሪ በጣም አስፈላጊ ነው። ምክንያቱም የተለያዩ ነገሮች የሚለቀቁልን በቴሌግራም መተግበሪያ ስለሆነ እንግዲህ ይሄ በጣም ወሳኝ የሆነ ነገር ነው። ከዚህም በተጨማሪ እንግዲህ የተለያዩ ማህበራዊ ሚዲያዎችን ለማግኘት የግድ ስማርት ፎን በጣም አስፈላጊ በመሆኑ ከላፕቶፕ ይለቅ ስማርትፎን በጣም አስፈላጊ የሆነ ነገር ነው ማለት ነው። እናም እንግዲህ ሌሎቻችሁ እቅዳችሁ ላይ ምናልባት ስልክ የሌላችሁ ከሆነ ቅድሚያ ስልክ እንጂ ላፕቶፕ እንዳትመርጡ እነግራችኋለሁ። ምክንያቱም ተማሪ ከሆናችሁ በተለይ ደግሞ የሚያስፈልጋችሁ ላፕቶፕ ሳይሆን ስልክ በመሆኑ ነው። በርግጥም አንዳንድ የሙያ ዘርፎች ደግሞ ላፕቶፕ በጣም የግዴታ የሆነበትም አለ። ለምሳሌ ከተማሪዎች መካከልም ብናይ የኢንጂነሪንግ ተማሪ ወይም ደግሞ የምህንድስና ተማሪ ከሆነ ይህ ላፕቶፕ እጅግ በጣም ወሳኝና የማይቀር ጉዳይ ነው። ለምሳሌ ከተማሪዎች መካከልም ብናይ የኢንጂነሪንግ ተማሪ ወይም ደግሞ የምህንድስና ተማሪ ከሆነ ይህ ላፕቶፕ እጅግ በጣም ወሳኝና የማይቀር ጉዳይ ነው። ወይም ደግሞ ይሄ ስዕል የሚባል ራሱን የቻለ ትምህርት ስላለ፤ ያንን ትምህርት ለማካሄድ የግድ እና ዲዛይን ለማውጣት ማለት ነው። ይሄ ላፕቶፕ በጣም አስፈላጊ የሆነ ነገር በመሆኑ የግዴታ ላፕቶፕ ሊኖራቸው ይገባል ማለት ነው። እናም ሰዎች እንግዲህ የላፕቶፕ የሚኖራችሁ ሊሆን ይችላል እናም ይሄንን ላፕቶፕ ለተለያየ አላማም ታውሉታላችሁ ማለት ነው። በነገራችን ላይ ላፕቶፕ መኖሩ እጅግ በጣም ጠቀሜታዎች አሉት ማለት ነው። ለምሳሌ ብንወስድ የኮምፒውተር ትምህርት ለመማር የግድ ላፕቶፕ በጣም አስፈላጊ ነው። በተለይ ደግሞ አሁንም እንዲሁ ኮምፒውተር ሳይንስ የሚባል አለ እና ይህ ኮምፒውተር ሳይንስ የትምህርት ክፍል ከገባን የኮምፒውተር ሳይንስ ትምህርት ለመማር የግድ ላፕቶፕ በጣም አስፈላጊ ነው ማለት ነው። እና እንደዚህ አይነት ነገሮች ላይ ያላችሁ ሰዎች ላፕቶፕን ልትጠቀሙ ትችላላችሁ ማለት ነው። እና በዋናነት ጠቅለል ሲል እንግዲህ ላፕቶፕ አለህ ወይ? ለሚለው ጥያቄ አይ ላፕቶፕ የለኝም የሚል ምላሽ ነው ያለኝ ማለት ነው። ምክንያቱም ላፕቶፕ ለኔ ያን ያክል አስፈላጊ የሆነ ነገር ስላልሆነና ከጥቅሙ ይልቅ ጉዳቱ ስለሚታየኝ ነው። አንደኛ ጉዳቱ ስንል እንግዲህ ያው ይህንን ላፕቶፕ ለመግዛት ከፍተኛ የሆነ ብር በጀት ማድረግ ይጠበቅብኛል ማለት ነው። እናም ይህንን ለመግዛት የማወጣውን ገንዘብ ለሌላ ባውለው ለኔ እጅግ በጣም አስፈላጊ ነው። ምክንያቱም ይሄ ላፕቶፕ ለኔ በጣም አስፈላጊ የሆነ መሳሪያ ባለመሆኑ ማለት ነው። ነገር ግን ለሰዎች አስፈላጊ የሆነ ወይም ደግሞ ባሉበት የስራ ውስጥ ላይ በጣም የሚያስፈልጋቸውና የሚጠቀሙት ከሆነ ላፕቶፕ ሊኖራቸው ይገባል ማለት ነውና እንዳለንበት የስራ ሁኔታ እንዲሁም ደግሞ የእድሜ ክልላችን እንዲሁም ደግሞ የምጣኔ ሀብት ወይም ደግሞ የገንዘብ ዕቅዳችን ወይም ደግሞ የገንዘብ ችሎታችን ይህንን የሚተረጉም ወይም ደግሞ የሚወስንልን ይሆናል ማለት ነው። እናም በአጠቃላይ እንግዲህ የኔ የነበረኝ ቆይታ ይሄ ነው ነውና አንዳንዶቻችሁ እንግዲህ ከላፕቶፕ በዘለለ ሌላም ደግሞ ተጨማሪ ነገር ሊኖራችሁ ይችላል ማለት ነው እኔ ግን ያለችኝ ይቺው ስማርት ፎኔ ነው ማለት ነው። እና ግን ይሄንን በመጠቀም ብዙ ስራዎችን መስራት ይቻላል ማለት ነው። ላፕቶፕ ግን የተለያዩ ዲዛይኖችን ብቻ ለመስራት እንጂ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ በስራ ቦታ ጓደኛ አለህ ለሚለው ጥያቄ ምላሽ መስጠት እወዳለሁ። አዎ በስራ ቦታ ጓደኛ አለኝ እንግዲህ በስራ ቦታ ጓደኛ እጅግ በጣም አስፈላጊ ነው። እንግዲህ ጓደኛ በነገራችን ላይ በስራ ቦታ ብቻም ሳይሆን በተለያዩ ቦታዎች ላይ ጓደኛ እጅግ በጣም አስፈላጊ ነው። ምክንያቱም ለሰው ሰው መድሃኒቱ ነው ይላል የሀገሬ ሰው እና እንግዲህ ጓደኛ እጅግ በጣም አስፈላጊና መሰረታዊ የሆነ ነገር ነው። የተለያዩ ተግባራትን ለማከናወን ከጓደኛ ጋር መሆን በጣም አስፈላጊ እና ጥሩ የሆነ ነገር በመሆኑ ጓደኛ በጣም አስፈላጊ ነው እና ይሄን አስፈላጊነት በጥልቁ በመረዳት እንግዲህ ይህንን ስራ ለማከናወን ማለት ነው። ተጓደኛ ጋር ሆኜ ነው እየሰራሁ ያለሁት ማለት ነው። እንግዲህ ከጓደኛ ጋር ሆነን ስንሰራ የተለያዩ ፉክክሮች ማለትም የስራ ፉክክር ስለምናካሂድ እንግዲህ በጣም ጥሩ የሆነ ነገርን ያመቻቻል ማለት ነው። ከዚህም በተጨማሪ እንግዲህ ጓደኛ በርትተን እንድንሰራ ያደርገናል ማለት ነው። እንግዲህ በቡድን ወይም ደግሞ ከጓደኛ ጋር መስራት ብዙ ተቀሚታዎች አሉት። ለምሳሌ ብንመለከት እንግዲህ ከጓደኛ ጋር መስራት። ከጠቀሜታዎቹ መካከል ለምሳሌ እኔ ያላወቅኩትን ጓደኛዬ ሊያውቀው ወይም ደግሞ ጓደኛዬ ያላወቀውን እኔ ላውቀው ስለምችል እንግዲህ ከጓደኛዬ ጋር በመነጋገር እነዚህን ስራዎች እንግዲህ ለማስተካከል እና ጥሩ የሆነ ስራ ለማከናወን በስራ ቦታ ጓደኛ እጅግ በጣም ወሳኝ ነው ማለት ነው። እናም እንግዲህ በስራ ቦታ ጓደኛ የሌላችሁ በተሎኑ የስራ ጓደኛ ወይም ደግሞ በስራ ቦታ ጓደኛ ሊኖራችሁ ይገባል። በስራ ቦታ ጓደኛ ከሌላችሁ እንግዲህ በስራችሁ ላይ ደካማና ስራችሁን በቀላሉ ማቀላጠፍ የማትችሉ እንዲሁም ደግሞ በስራችሁ በጣም ዝቅ ያላችሁና በጣም ስራን በተሎ ማቀላጠፍ የማትችሉ ስለምትሆኑ በስራ ቦታ ጓደኛ የግዴታ ብትይዙ ወይም ደግሞ መያዝ እንዳለባችሁ እነግራችኋለሁ። እናም እንግዲህ እኔ በመጀመሪያ የስራ ጓደኛ አልነበረኝም ብቻዬን ነበር ስራን የምሰራው ነገር ግን። ቆይቼ እንግዲህ የተለያዩ ሰዎችን ስጠይቅ ወይም ደግሞ የተለያዩ ሰዎችን በማየት በስራ ቦታ የስራ ጓደኛ እጅግ በጣም አስፈላጊና ሊኖረን የሚገባ ስለመሆኑ ከነገሩኝ በኋላ ያንን ተቀብዬ ጓደኛ አበጀውኝ ማለት ነው። ከዛም ጓደኛ ከአበጀሁኝ በኋላ እንግዲህ በስራዬ እጅግ በጣም ውጤታማ እየሆንኩ መጣሁ ማለት ነው። በመጀመሪያ ጓደኛ ሳይኖረኝ የነበረኝ የስራ አፈጻጸሜን እና አሁን ጓደኛ ጋር የምሰራውን የስራ አፈጻጸም ሳነጻጽረው እጅግ በጣም የማይገናኝ እና ያሁኑ በእጥፍ እና ከዛ በላይ በሆነ የአፈጻጸም ደረጃ ላይ እንደማከናውን አሳይቶኛል። እናም እኔ እምላችሁ እንግዲህ በስራ ቦታ ላይ የጓደኛ እንዲኖራችሁ ይገባል ማለት ነው። እና በስራ ቦታ ላይ እንግዲህ ጓደኛ መኖሩ እጅግ በጣም ጠቃሜ የሆነ ነገር በመሆኑ ሁላችንም በስራ ቦታ ላይ የስራ ባልደረባ ወይም ደግሞ የስራ ጓደኛ ሊኖረን ይገባል። የስራ ጓደኛ እንግዲህ እነኚህ ጠቀሜታዎች አሉት ማለት ነው። ለመጀመሪያ እንግዲህ የማናውቀውን ከእሱ ለመረዳት እንዲሁም ደግሞ ለምሳሌ በአጋጣሚ ቢያመን ማለት ነው ያንን ስራችንን ሸፍኖ ይሰራልናል ማለት ነው። እንደውም እእንኳን ለማስፈቀድ ለራሱ የስራ ባልደረባ ወይም የስራ ጓደኛ መኖሩ በጣም አስፈላጊ ነው ማለት ነው። ከዛም በተጨማሪ እንግዲህ ስራችንን እንድንወደው ያደርገናል ጓደኛ ስራ ቦታችን ላይ የሚኖር ከሆነ እንግዲህ ጓደኛችንን ለማግኘት ስንል ወይም ደግሞ በጓደኛችን ብለን ያንን ስራ ልንሰራው እንችላለን ማለት ነው። ነገር ግን ጓደኛ የማይኖረን እዛ ስራ ቦታ ላይ ብቸኝነት የሚያጠቃን ከሆነ። እዛ ስራ ቦታ ላይ መሄድና በስራው መስራት በጣም ያስጠላናል እንግዲህ ስራውን የሚያስጠላንና የማንወደው ከሆነ ደግሞ ጥሩ ውጤት ወይም ደግሞ በስራው ላይ ጥሩ ስኬታማ ለመሆን ያዳግተናል ማለት ነው። እናም እንግዲህ ሁላችሁንም የምመክራችሁ ይህንን ጥቅም በመረዳት እንግዲህ የስራ ቦታ ላይ የስራ ጓደኛ ሊኖራችሁ ግድ ይላል ማለት ነው። የስራ ጓደኛ በጣም አስፈላጊ ነው ጓደኛ በማንኛውም ቦታ በስራ ብቻ ሳይሆን በማንኛውም ቦታ አስፈላጊ ነው። በምንጫወትበትም ጊዜ ጓደኛ አስፈላጊ ነው። በምንጠጣበትም በምንዝናናበትም እንዲሁ የትም በምናደርገው በእያንዳንዱ የእለት ከእለት እንቅስቃሴያችን ውስጥ ጓደኛህ በጣም አስፈላጊና መኖር ያለበት መሰረታዊ ነገር በመሆኑ ሁላችንም እንግዲህ ጓደኛ ሊኖረን ይገባል እያልኳችሁ። የኔን ተሞክሮ እንግዲህ አጋሯችሁ ማለት ነውና በአጠቃላይ ጠቅለል ሲል ጓደኛ ብዙ ጠቀሚታዎች ያሉት በመሆኑ ጓደኛ ሁላችሁም ሊኖራችሁ ይገባል ብዬ ተስፋ አደርጋለሁ። እንዲሁም እምነቴ ነውና ይሄንን በመረዳት እንግዲህ ሁላችሁም ጓደኛ እንድታበጁ ካሁኑ እነግራችኋለሁ። እናም የኔ ምላሽ አዎ ጓደኛ አለኝ የሚል ነው። ጓደኛ መሰረት ነው ጓደኛ ሁለንተና ሁለ ነገር ነው ማለት ነው። ጓደኛ ካለህ እንግዲህ ሁሉ ነገርህ አለህ ደስተኛ ሆነህ ነው የምትሰራው ለምሳሌ አሁን ይሄን ስራ እየሰራሁት ያለሁት ከጓደኛ ጋር እንጂ ብቻዬን

ሰላም ሰላም ጤና ይስጥልኝ እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። የቀረበልኝ ጥያቄም እንግዲህ የምትወደው ጣፋጭ ምግብ ምንድነው? የሚል ነው ማለት ነው። እንግዲህ ያው ብዙ አይነት ጣፋጭ ምግቦች ያሉ ሲሆን እኔ በጣም የምወደውና ሁሌም እየተጠቀምኩት ያለውና በጣም አሪፍ የሆነ የምለው የምግብ አይነት እንግዲህ ማር የሚባለው የምግብ አይነት ነው ማለት ነው። እንግዲህ ማር ሲባል በምድር ላይ በጣም ተወዳዳሪ የሌለው እጅግ በጣም የሚጥምና የሚጣፍቅ የምግብ አይነት በመሆኑ ይህንን ምግብ እንግዲህ አብዝቼ የምወደውና የምጠቀመው የምግብ አይነት ነው ማለት ነው። በርግጥ የሰው ልጅ እንደየራሱ ፍላጎት ምግብን የምወድበትና እና በተለያየ ምክንያት የሚጠቀምበት ሁኔታ የተለያየ ሊሆን ይችላል ማለት ነው። ነገር ግን የኔ የምግብ ምርጫ ማር ነው ማለት ነው። አብዛኛው ሰው በርግጥ ማርን የማይወድ አለ ብዬ አልገምትም ሁሉም ሰው በሚባል ደረጃ ማርን ይወዳል ማለት ነው። በተለይ ደግሞ በእኛ አካባቢ እንግዲህ የማር በጣም በከፍተኛ ሁኔታ የሚገኝበት ቦታ ነው። ይህም ሲባል ጎጃም አካባቢ ላይ ያለውት ስለሆነ ማለትም ተወልጄ ያደጉት አካባቢ ስለሆነ የጎጃም ማር በጣፋጭነቱ በጣም ተወዳዳሪ የሌለው። ማር እና አሁንም በገበያ ላይ የጎጃም ማር ከተባለ በጣም በብዙ ብር የሚሸጥ ከሌሎች ሲነጻጸር በጣም ተፈላጊ የሆነ የማር አይነት ነው ማለት ነው። እና ይህ ጣፋጭ ምግብ እንግዲህ ብዙ ጠቀሜታዎች አሉት ለሰውነታችን። እንግዲህ ይህንን ማር የወደድኩበት ብዙ አይነት ምክንያቶች አሉኝ ማለት ነው። ከምክንያቶቹም ብንጠቅስ ለምሳሌ ይህንን የወደድኩበት የመጀመሪያው ምክንያት በጣም ጣፋጭ በመሆኑ ስመገበው ለሰውነቴም እንዲሁ ጥሩ ነገር ስለሚሰጥ ነው። እንግዲህ ይማር ከጣፋጭነቱ በተጨማሪ ማር በጣም ጥሩ የሆነ እና በሽታን የመከላከል አቅም ያለው ከምግብ አይነቶች ውስጥ አንዱ ነው ማለት ነው። በተለይም የተለያዩ በሽታዎችን ከመከላከል አንፃር ከፍተኛ የሆነ ጠቀሜታ አለው ማለት ነው። እንግዲህ ብዙ አይነት ማሮች ያሉ ሲሆን ለምሳሌም ነጭ ማር ወለላ ማር ጥቁር ማር ተብሎ ይጠራል ማለት ነው። እነዚህ ማሮች እንግዲህ እኔ በጣም አብዝቼ የምወደው ነጭ ማር የሚባለውን የማር ነው ማለት ነው። ይህ ነጭ ማር በመልኩ ነጭ የሆነና በጣፋጭነቱም ተወዳዳሪ የሌለው እጅግ በጣም የሚጣፍጥ የማር አይነት ነው ማለት ነው። እንዲሁም ደግሞ ማሮ እየቆየ ደግሞ ቁጥር ማለትም በጣም እየከረመና እዘው ተቀምጦ በጣም የሚቆይ ከሆነ ከትኩስነቱ ይልቅ ቆይቶ እጅግ በጣም ጣፋጭነቱ እየጨመረ ይሄዳል ማለት ነው። ለምሳሌ አሁን በዚህ ወቅት የተቆረጠ ማር እና ከርሞ ወይም ደግሞ አንድ አመት ሊሆን ይችላል ወይም ስድስት ወር ቆይቶ የምንመገበው ማር በጣፋጭነቱ ከመጀመሪያው ወይም ደግሞ በትኩስነቱ በእለቱ ተቆርጦ ከምንበለው ማር እጅግ በጣም የበለጠ ጣፋጭ ነው ማለት ነው። እና ማር እንግዲህ ለተለያዩ በሽታዎችን ለመከላከል ያገለግላል ለምሳሌ ኢትዮጵያ ላይ ኮሮና ተከሰተ በተባለበት ወቅት እንግዲህ ማር በነጭ ሽንኩርት መብላት ከዛ በሽታ ያድናል ተብሎ ሲነገር ነበር ማለት ነው። እና ይህ የሚያሳየው እንግዲህ ማር በተፈጥሮ ራሱ ምንም አይነት ሌላ ነገር ሳይጨመርበት እንዲሁ ማር ከተለያዩ በሽታዎች ይፈውሰናል ማለት ነው። ከዚህም በተጨማሪ የጣዝማ ማር የሚባል አለ ማለት ነው። ይህ የጣዝማ ማር እንግዲህ ዋሻ ላይ የሚገኝ ከንብ ሳይሆን ከትንኝ የሚገኝ የማር አይነት ነው ማለት ነው። እና ይህ የጣዝማ ማር አስምና የተለያዩ ጉንፋን ወይም ደግሞ የሳንባ በሽታ የሚባሉ በሽታዎችን የሚፈውስ በጣፋጭነቱ ተወዳዳሪ የሌለው እጅግ በጣም የሚጥም ጣፋጭ የሆነ ማር ነው ማለት ነው። እናም በዚህ ምክንያት እንግዲህ ማርን አብዝቼ የምወደው ጣፋጭ የሆነ ምግብ ነው ማለት ነው። ከዚህም በተጨማሪ እንግዲህ በጣፋጭነቱ አሪፍ የሆነ የምለው በፋብሪካ የሚዘጋጅ ለምሳሌ ይሄ ግሎሪ የሚባል በረሽን መልክ የሚሸጥ ታሽጎ ይህንንም በጣም የምወደው ጣፋጭ ምግብ ነው ማለት ነው። ይህ ምግብ እንግዲህ በፋብሪካ የተፈበረከ ቢሆንም እጅግ በጣም የሚጣፍጥ ነው ማለት ነው። ከተለያዩ ንጥረ ነገሮች የተዘጋጀ ነው ማለት ነው። እና ይህ ከተዘጋጀባቸው መካከል እንግዲህ ስኳር እንቁላልና ማር ይገኙበታል። እንግዲህ የነዚህ ቅልቅል ለሰውነት በጣም አስፈላጊ ነው ብዬ አምናለሁ። ነገር ግን ያው ጣፋጭ ምግብን በከፍተኛ ሁኔታ አብዝቶ መጠቀም እኔ ግን በከፍተኛ ሁኔታ አነዚህ ጣፋጭ ምግቦችን እጠቀማለሁኝ ማለት ነው። ግን ጣፋጭ ምግብ መመገብ አይመከርም ይህ የሆነበትም እንግዲህ እንደዚህ አይነት ጣፋጭ ምግቦች በተለይም ደግሞ ተፋብሪካ የተፈበረኩ ጻፋጭ ምግቦች ጥርስን የማቦርቦርና ጥርስን የማውለቅ አዝማሚያ ስላለባቸው እንደዚህ አይነት ምግቦችን አዘውትርን ባንጠቀም መልካም ነው እያልኩኝ። እንግዲህ በጣም የም የሚጣፍጡኝ እና የምጠቀማቸው ማር እና ግሎሪን የተባሉ

ሰላም ሰላም ጤና ይስጥልኝ እጅግ ጋር አድርጌ አመሰግናለሁ እንግዲህ ጥያቄዎችን በቀጥታ ለመመለስ ወደዚህ መጥቻለሁ ማለት ነው ጥያቄዎቹም ስለቀረቡልኝ እጅግ አድርጌ ያመሰገንኩ እንግዲህ ፎቶዎችን የት ታስቀምጣለህ የሚለውን ጥያቄ ምላሽ ለመስጠት እወዳለሁ። ማለት ነው እንግዲህ ፎቶዬን የማስቀምጥባቸው ብዙ ቦታዎች አሉ ማለት ነው። እንግዲህ ፎቶ ስንል ያው በሁለት መልኩ ፎቶን እናገኛለን። ለምሳሌ እንግዲህ በወረቀት ወይም ደግሞ ቀጣይ በካሜራ ተነስተን በወረቀት የሚመጣ ፎቶ አለ ማለት ነው። እና ይህንን ፎቶ እንግዲህ በአልበም መልኩ መስተያየት ፍሬም በማዘጋጀት እዛ ላይ አስቀምጣለሁኝ ማለት ነው። ከዛም በተጨማሪ እንግዲህ አልበም ተዘጋጅቶ ፎቶዎችን እነዛን እዛ ላይ ማስቀመጥና እነዛን መመልከት እጅግ በጣም ያስደስተኛል ማለት ነው። ከዛም በተጨማሪ እንግዲህ በፍሬም ተደርጎ ግርጊዳ ላይ ሲቀመጡ እንዲሁም ደግሞ ያለ ፍሬም ቢሆን እግርግዳ ላይ ለጥፌ አስቀምጣለሁኝ ማለት ነው። ከዛም በተጨማሪ እንግዲህ በተለያዩ አሪፍ የሚባሉ ወይም ደግሞ ህፃናት በማይደርሱበት ሌላ ሰውም በማይደርስበት ቦታ ላይ አስቀምጬ በምፈልገውና ለማስታወሻነት በምፈልገው ጊዜ አውጥቼ እነዛን ፎቶዎችን እያየሁት ስራ እንዳለው የድሮውን ነገር አስታውስባቸዋለሁ ማለት ነው። እናም እንግዲህ ፎቶውን የት ታስቀምጣለህ ለሚለው? በፎቶ መልኩ በካሜራ ተነስቼ በወረቀት መልኩ የተዘጋጁ ከሆነ እነዛን የማስቀምጠው እንግዲህ አንደኛ በፍሬም ውስጥ ነው ማለት ነው። ሌላኛው ደግሞ በአልበም አልበም አዘጋጅቼ በዛ በአልበም ውስጥ አስቀምጣለሁኝ እንዲሁም ደግሞ በሁለተኛ ደረጃ በቦርሳ ወይም ደግሞ ለብቻው ለፎቶ ተብሎ የተቀመጠ ቦርሳ አለኝ የዛ ቦርሳ ላይ አስቀምጣለሁ ማለት ነው። እንግዲህ ከዚህ ከወረቀት ወይም ደግሞ በዲጂታል ካሜራ ከተነሳነው ፎቶም በተጨማሪ እንግዲህ በስልኮቻችን የሚያዙ ፎቶዎች ወይም ደግሞ የምንነሳቸው ፎቶዎች አሉ ማለት ነው። እና እነዚህ ፎቶዎችም እንግዲህ ለመያዝ እጅግ በጣም ቀላል እና ምቹ ናቸው ማለት ነው። እናም እንደዛ በመሆኑ እንግዲህ ስልኬ ውስጥ ተለያዩ ቦታ ላይ በሚስጥር አስቀምጬ የተለያየ አፕ አወርጄ ማለት ነው። እናም ያ አፕ ወይም መተግበሪያው እንግዲህ በቀላሉ ፎቶውን መደበቅ የሚያስችል አይነት በመሆኑ እነዛን ፎቶዎች እኔ እንግዲህ ማለትም ሚስጥራዊና ዝም ብለው የሚታዩ ፎቶዎች አሉ ማለት ነው። እና እነዚህ ሚስጥራዊ ሚስጥር ነክ የሆኑ ፎቶዎችን በዛ በመደበቂያ ውስጥ አድርጌ የራሴን የሚስጥር ቁጥር አስገብቼ እነዛን ፎቶዎችን በዛ ውስጥ አስቀምጣለሁ ማለት ነው። እንግዲህ ይህ በ ስልክ የምንነሳው ፎቶ ወይ ደግሞ በጣም በጣም አሪፍ ነው ማለት ነው። ከዛንኛው ፎቶ ጋር ሲነጻጸር ለምን ከተባለ እንግዲህ ያንኛው በወረቀት የተነሳ ነው ፎቶ እጅግ በጣም ለመያዝ የማይመች እና ደግሞ ለመውደቅም በጣም ተገላጭ የሆነ በመሆኑ እንዲሁም ደግሞ በኪሳችን ይዘነውም ከልብስ ጋር አብሮ የመታጠብ የመውደቅ የመቀደድ በእንትኑ እድሉ ከፍተኛ በመሆኑ እንደዚህ አይነት ፎቶዎች እንግዲህ አሁን ላይ እየቀሩ መጥተዋል ማለት ነው። ነገር ግን በስልክ ፎቶን መያዝ በጣም ቀልጣፋና ምቹ የሆነ በመሆኑ አብዛኛው ሰው በሚባል ደረጃ እንግዲህ ፎቶውን በስልኩ ውስጥ ይይዛል ማለት ነው። እናም ይህም የምንይዝበት እንግዲህ የተለያዩ ፋይል ለራሱ አበጅተንለት ማለት ነው በዛ ውስጥ እንግዲህ አስቀምጠን የራሳችንን ሚስጥር ቁጥር ኖሮን በዛ ሚስጥር ቁጥር ቆልፈን ስልካችን ውስጥ እናስቀምጠዋለን ማለት ነው። እናም እንግዲህ ፎቶዎችን ማስቀመጥ ብዙ ጠቀሜታዎች አሉት ማለት ነው። ከጥቅሜታዎቹ መካከል ፎቶውን የሆነ ጊዜ በምንፈልግበት ወይም ደግሞ ለማስታወሻነት በምንጠቀምበት ጊዜ ይህንን ፎቶ አውጥተን መጠቀም እንችላለን ማለት ነው። ምክንያቱም ፎቶ ለማስታወሻ ስለሚያገለግል ይህንን ፎቶ ለማስታወሻ እንጠቀመዋለን ድሮ ላይ ምን እንደምንመስል እንደነበር ማን ማን ጓደኛችን እንደነበሩ በአጠቃላይ እንግዲህ የድሮን ለማስታወስ በትውስታ መልክ የምናስቀምጠው ነው ማለት ነው። እና ፎቶውን እንግዲህ መጠቀም ወይም ደግሞ ለትውስታ ማስቀመጥ እጅግ በጣም ደስ የሚልና የሚጠቅም ነገር ነው ማለት ነው። እና ሁላችንም ይህንን ፎቶ እንግዲህ እንድንጠቀም እላለሁኝ ማለት ነው። እና ፎቶን መጠቀም ደስ የሚልና የሚጠቅም ነገር ነው። ስለዚህም በተለይ ግን ደግሞ በነዛ ወረቀት የተዘጋጁ ከሚሆኑ በስልክ ያሉት ፎቶዎች ከእነዛኞቹ ሲነጻጸር ለማኖርም እንዲሁም ደግሞ ለመጠቀም ምቹ ናቸው ማለት ነው። እናም ፎቶዬን እንግዲህ በሁለት መልኩ አስቀምጣለሁ ብያለሁ አንዱን እንግዲህ በስልኬ ውስጥ በሚኖረው አፕሊኬሽን ሚስጥር ቁጥር በማስቀመጥ እዛ ውስጥ ፎቶዬን ደብቄ አስቀምጣለሁኝ ማለት ነው። ሌላኛው በወረቀት ከሆነ ደግሞ የተለያዩ ቦታዎች ላይ በፍሬም እንዲሁም በአልበም እንዲሁም ደግሞ ግድግዳ ላይ ወይም ደግሞ በራሱ በሆነ ቦርሳ ላይ ላስቀምጥ እንደምችል ዘርዝሬያለሁ

ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ። እንግዲህ የድሮ ፎቶዎችን ትይዛለህ? የሚለውን ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። አዎ የድሮ ፎቶዎቼን እይዛለሁ እንግዲህ ፎቶ ስንል በዋናነትም ለማስታወሻ የሚጠቅም በመሆኑ በጣም ያሁን የተነሳነውን ፎቶ ለወደፊት ለረጅም ጊዜ እናቆየዋለን ማለት ነው። ታዲያ ይህ ከሆነ እንግዲህ በፊት ድሮ ላይ የተነሳነው ፎቶም ዛሬ ላይ አለ ማለት ነው እና የድሮ ፎቶዎቼም እስካሁን ድረስ አሉ። እንደውም የማስታውሰው እዛ ታች ክላስ እየነበርኩ ከነበሩኝ ጓደኞቹ ጋር የተነሳሁት ፎቶ እስካሁን ድረስ አለ ማለት ነው። ምክንያቱም እንግዲህ ፎቶ ማስታወሻ በመሆኑ ይህንን ማስታወሻ ወይም ደግሞ ሚሞሪ እንዲሆነኝ በማድረግ በተለያዩ በአልበም ሊሆን ይችላል እንዲሁም በኪሴ በቦርሳዬ ውስጥ እስካሁን ድረስ በጣም ብዙ በረካታ ፎቶዎች ይገኛሉ ማለት ነው። እነዚህን ፎቶዎች በማየቴ በጣም ደስታ ስሜት ይሰማኛል ምክንያቱም የድሮ ጓደኞቼን የማስታውስበት፣ የድሮ ትውስታዬን ተመልሼ በደንብ የማይበት በመሆኑ የድሮ ፎቶዎችን ማስቀመጥ እጅግ በጣም ደስ ይለኛል ማለት ነው። ይህ ሲባል ግን ያው የድሮ ፎቶዎቼ በብዛት የነበሩት በፎቶ ቀጥታ በካሜራ ተነስተው በሃርድ እየተዘጋጁ ወይም ደግሞ በወረቀት መልኩ የተዘጋጁ ናቸው ማለት ነው እና እነዚህ ፎቶዎች እንግዲህ ጥንቃቄ በተሞላበት መንገድ ያው እስከ ዛሬ ድረስ ቆይቷል ማለት ነው እና የድሮ ፎቶዎቼ በጣም ደስ ይሉኛል ማለት ነው እና የድሮ ፎቶን ማስቀመጥ በጣም ስሜት የሚሰጠኝና ሁሌም የምከተለው አይነት ነገር ነው። እንግዲህ ይሄ የድሮ ፎቶ ለኔ ጥሩ የሆነ ማስታወሻ በመሆን ያገለግለኛል ምክንያቱም የድሮውን አንዳንድ ነገሮች ስለምረሳ ፎቶዬን በማየት ግን የድሮ መልኬ ልጅነቴ ምን እንደሚመስል ቁመቴ፣ መልኬ እንዲሁም ከለሬ ሁሉ ነገሬን ከፎቶዬ ላይ በማየት ያሁኑን ከድሮ ጋር ማነፃፀር የምችልበት በመሆኑ እነዚህን ፎቶዎቼን እንግዲህ በማስታወሻ መልኩ አስቀምጫቸዋለሁ ማለት ነው። እና እነዚህ ፎቶዎች እንግዲህ ብዙ አይነት ጠቀሜታዎች አሏቸው ማለት ነው። ፎቶ እንግዲህ የተለያዩ ጠቀሜታዎች ስላሏአቸው እነዚህን ፎቶዎቼን እንግዲህ መጠቀም እጅግ በጣም ያስደስተኛል። ፎቶ በጣም ጠቃሚ የሆነ ነገር ነው። ፎቶ ሁላችንም ልንጠቀመው የሚገባ መሆኑ ሁላችንም እንግዲህ የድሮ ፎቶአችን ይኖሩናል እናም እነዚህን ፎቶዎችን ወደፊት ደግሞ እንዲቀጥሉ ጥንቃቄ በተሞላበት መንገድ መያዝ ከሁላችንም የሚጠበቅ ነው። እኔ ግን ደግሞ እንግዲህ በፎቶ በጥንቃቄ የመያዝ በጣም ከፍተኛ የሆነ ችሎታ አለኝ ማለት ነው። በጣም የሚገርመው እንግዲህ እነዚህ ፎቶዎች በሃርድ ናቸው ወይም ደግሞ ከወረቀት የተዘጋጁ ናቸው ነገር ግን እስካሁን ድረስ በኪስ ቦርሳዬ ውስጥ በመሆን የድሮ ማንነቴን በደንብ የምረዳባቸውና የምደሰትባቸው በመሆኑ እነዚህ ፎቶዎች እስካሁን ድረስ በእጄ ውስጥ አሉ ማለት ነው፣ እናም ሁላችሁም የምነግራችሁ ነገር እንግዲህ ፎቶን መጠቀም ማለትም ለቀጣይነት በጣም አቆይቶ መያዝ በጣም ጥሩ የሆነ ነገር በመሆኑ ሁላችንም ይህንን ተግባር ልናደርገው ይገባል። እንደኔ ከሆነ ፎቶ በጣም ያስደስተኛል ከአሁኑ ከተነሷቸው ፎቶ ይልቅ ድሮ ላይ የነበሩኝና ድሮ ላይ የተነሷቸው ፎቶዎች ለኔ ስሜት ይሰጡኛል ማለት ነው። ምክንያቱም ያሁኑን እንግዲህ ያው በአሁኑ በተለያየ ነገር ማየት እችላለሁ ይም ሲባል እንግዲህ መስተዋት ተጠቅሜ ያሁን መልኬን በቀላሉ ማየት እችላለሁ ማለት ነው፤ እንዲሁም እንደዚሁ በማየት አካሌን በሙሉ በአይኔ በማየት በመመልከት ያሁኑን ሁኔታዬን መገንዘብና መረዳት ስለሚያስችለኝ ነው ማለት ነው የድሮ ፎቶዬን ግን የድሮ መልኬን ለማስታወስ የግድ እነዛን ፎቶዎች ማየት በጣም ወሳኝ በመሆኑ ለዚ ለዚ ነገር እንግዲህ የድሮ ፎቶ እጅግ በጣም ወሳኝ ነው ማለት ነው። እናም ሁላችሁም የድሮ ፎታችሁን ብትይዙ በጣም ደስ ይላል የሆነ ነገር ቀን ላይ ልትፈልጉትና እንደ ማስታወሻነት ልትጠቀሙት ትችላላችሁ እንግዲህ የድሮ ወይም ደግሞ ልጅነት የምንለው ነገር በጣም ተመልሶ የማይመጣ ድሮአችንን ተመልሰን መሆን የማንችል በመሆኑ እንግዲህ የድሮ ፎቶአችንን ብንይዝ በጣም ጥሩ ነው ብዬ እመክራለሁኝ። እናም እንግዲህ አንዳንድ ሰው የድሮ ፎቶውን ያው በተለያየ በስልክም ይዞ እናያለን ማለት ነው። እንግዲህ ሁለቱም የራሳቸው የሆነ የድሮ ፎቶዎችን መያዝ ጥንቃቄ ይጠይቃሉ ማለት ነው ምክንያቱም ሁሎችም የመጥፋት እድላቸው ተጋላጭ ስለሆነ ለምሳሌ ከፎቶ ወይም ደግሞ ከወረቀት የተሰራው ፎቶ ለምሳሌ የመታጠብ እድሉ የመውደቅ የመቃጠል የመሳሰሉት እድሎቹ ከፍተኛ ናቸው ማለት ነው። የስልክን ፎቶ ስንመለከትም እንዲሁ የመደለት የተለያዩ ሰዎች እንግዲህ በተለያየ ነገር ሳያውቁ ወይም ደግሞ እያወቁ ሊደልቷቸው ይችላሉ ማለት ነው እናም እነዚህ ተጋላጭነቱ ሰፊ እንደመሆኑ መጠን ሁሉም ጥንቃቄ የሚፈልጉ በመሆናቸው የድሮ ፎቶን እንግዲህ ለረጅም ጊዜ በጥንቃቄ መቆየት

ሰላም ሰላም ጤና ይስጥልኝ እጅግ በጣም አመሰግናለሁ እንግዲህ የፀሀይ መውጣትን ታያለህ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። አዎ የፀሀይ መውጣትን አያለሁ የሚል ነው መልሴ ማለት ነው ምክንያቱም። እንግዲህ የፀሀይ መውጣትን የማይበት ብዙ ምክንያቶች አሉት ማለት ነው ከእነዚህ ምክንያቶችም እንግዲህ ስንወስድ። የፀሀይ መውጣትን የማይበት ዋናው ምክንያት እኔ እንግዲህ የምኖርበት ቤት ዳር አካባቢ አለና ከወደኋላም የፀሀይ ሽፋን ባለመኖሩ ምክንያት። ፀሀይን ስትወጣ ቀጥታ ጠዋት ላይ በምትወጣበት መጀመሪያ ከመስኮቷ ስትወጣ። የኛን ደጃፍ ነው የምትነካ ማለት ነው እናም እንግዲህ የሳይ መውጣትን። ገና በጠዋቱ አያለሁኝ ማለት ነው። በርግጥም መሃል ያለ ሰውም ቢሆን እንኳን ምናልባት አይን ያለው ከሆነ አይኑ ያልጠፋ ከሆነ በስተቀር እንግዲህ የፀሀይ መውጣትን ሁሉም ሰው ያያል ማለት ነው። ነገር ግን የእፅዋት ሽፋን እሚኖርና ከቤት የማይወጣ አይነት ሰው ከሆነ የእጽዋት መውጣትን የፀሀይ መውጣትን ላያይ ይችላል። ይህም ሲባል እንግዲህ በተለያዩ በሽታና ደዌ የተያዙ ሰዎች አይናቸው የማያይ ከሆነ። እንዲሁም ደግሞ ጉልበታቸው በጣም ደካማ ሆኖ ወይም ደግሞ መንቀሳቀስ የማይችሉ ሆነው ከቤት መውጣት የማይችሉ ካልሆኑ በስተቀር። እና ከዚህም በተጨማሪ እንደው በተለያየ ምክንያት ማለትም ፀሀይን የሚጋርድ ነገር ከሌለ በስተቀር የፀሀይ መውጣትን። ሁሉም ሰው የሚያይ ነው ማለት ነው እናም እንግዲህ እኔ ከእነዚህ ውስጥ ባለመሆኔ ይህም ሲባል እንግዲህ አሁን የጠቀስኳቸውን ነገሮች እኔ ጋር የሉም ማለት ነው። እንግዲህ ፈጣሪ ይመስገን ጉልበቴም ደህና ነው ከቤት መውጣት እችላለሁ። አይኔም ደህና በመሆኑ ነገሮችን ማየት ስለምችል ክብር ምስጋና እሱ ይሁነው እያልኩ እንግዲህ የፀሀይ መውጣትን ያው እኔ በቀላሉ አያለሁኝ ማለት ነው። ከዚህም በተጨማሪ እንግዲህ ከተፈጥሮ ከተሰጠኝም በተጨማሪ እንግዲህ በየኛ ቤት የሚገኘው ጫፍ ላይ በመሆኑ ማለት ነው። ይሄም ሲባል የእጽዋት ግርዶች ስለሌለበት እና ፀሀይን ልክ ወዳው እንደወጣች የሚጋርድ ነገር ባለመኖሩ ልክ ሀ ብላ ስትወጣ ከመስኮቷ ብልጭ ስትል ወይም ደግሞ በርበሬ እንደመሰለች ገና ልትወጣ ዶህ ሲቀድ ጀምሮ ደመናው ከስር ጀምሮ ስለሚታይ ወይም ደግሞ ሰማይን የማይ በመሆኑ የፀሀይን መውጣት እንግዲህ ለመጀመሪያ ጊዜ አያለሁኝ ማለት ነው። ለመጀመሪያ ጊዜ ሲባል እንግዲህ ጠዋት ገና ሀብላ ስት ከመስኮቷ ስትወጣ ለማለት ነው። እናም እንግዲህ የፀሀይ መውጣትን ብዙ ሰው ብዙ ጊዜ እንግዲህ ያያል ማለት ነው። እና የፀሀይ መውጣትን ታያለህ? ለሚለው ምላሽ እንግዲህ አው የፀሀይ መውጣትን አያለሁ የሚል ይሆናል ማለት ነው። እንግዲህ አንዳንድ ሰዎች በተለያየ ምክንያት የፀሀይ መውጣትን አያዩም ማለት ነው። እንግዲህ ለምሳሌ ጉልበታቸው ደካማ የሆነ ከቤት የማይወጡት እንዲሁም ደግሞ አይናቸው ጠፍቶ ደግሞ ፀሀይ ብርሃንን ፀሀይ መውጣትን የማያዩ ሰዎች አሉ። እነዚህ ሰዎች እንግዲህ ምናልባትም የፀሀይ መኖርን የሚረዱት በሙቀት ነው ወይ ማለት? ቀን ላይ እደጅ ተቀምጠው እንግዲህ ፀሀይ ስታቃጥላቸው የፀሀይ መውጣትን ፀሀይ ወጣለች ብለው ይላሉ እንጂ ወደ ማታ ወይም ደግሞ ማታ አካባቢ ላይ ቀዝቀዝ ያለ የአየር ንብረት ካለ። የፀሀይ ሰማይ ላይ ትወጣ መሽቶ ይሆን እንግዲህ ለማወቅ እጅግ በጣም ይዳገታሉ ማለት ነው። እና የፀሀይ መውጣት እንግዲህ ከፍተኛ የሆነ ጠቀሜታ አለው። ይህም ሲባል ከፀሀይ ብርሃን ብዙ ነገሮች ምግባቸውን የሚያዘጋጁ አሉ በተለይ እጽዋት ምግባቸውን የሚያዘጋጁ ከፀሀይ ብርሃን በሚያገኙት ነው እና ለዚህም ጠቀሜታ አለው ማለት ነው። በተጨማሪ እንግዲህ የፀሀይ መውጣት ለሰው ልጅም ሙቀት ለመፍጠር እንዲሁም ደግሞ በብርሃን እንግዲህ አለምን አንድ ጊዜ በሰማይ መስኮት በመውጣት ለአለም ብርሃን የምትሰጥ ብቸኛዋ የተፈጥሮ ምንጭ ወይም ደግሞ በጣም ደማቅ የሆነችዋ የተፈጥሮ ምንጫችን ፀሀይ ነች ማለት ነው። እና እንግዲህ የፀሀይ መውጣትን ማየት እጅግ በጣም ደስ የሚል ነገር ነው ማለት ነው። ፀሀይ ብዙ ጠቀሜታዎች አሏት። አንድም እንደ ቀን መቁጠሪያ በመሆን ታገለግላለች ማለት ሰዓት ባይኖረን ለምሳሌ የፀሀይን በመውጣትና መግባት በማየት ፀሀይን ቀነን መቁጠር ቀንንና እንዲሁም ደግሞ ሰዓትን መቁጠር እንችላለን ማለት ነው። በፀሀይ መውጣት እንግዲህ ሰዓት እንዴት መቁጠር እንችላለን ከተባለ? የፀሀይን ምልከታ ያለችበትን ሁኔታ በማየት እንግዲህ ስንት ሰዓት እንደሆነ መገመትና ማወቅ ይቻላል። እንደሚታወቀው እንግዲህ የሰው ልጅ ድሮ ሰዓት ባልነበረበት እንዳሁኑ የሰዓት መቁጠሪያ ዘዴ ዘመናዊ ባልሆነበት ወቅት ሰማይ ላይ የፀሀይን ሁኔታ በማየት እንግዲህ በቀላሉ ሰዓትን ማወቅ ይችሉና ይረዱ እንደነበር ይታመናል ማለት ነው። እናም እንግዲህ ከዚህ አንፃር የፀሀይ መውጣት ቀንንና ሰዓትን ለመቁጠር ያስችላል ማለት ነው። ሌላኛው ቀንን ለመቁጠር ስንል ወጣ ስትገባ አንድ ብለን እንዲሁ በድጋሚ ስትወጣ

ሰላም ሰላም ጤና ይስጥልኝ እጅግ በጣም አድርጌ አመሰግናለሁ እንግዲህ የመጠጥ ውሃን ከየት ታገኛለህ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ የመጠጥ ውሃ ከብዙ ቦታወች ወይም ደግሞ ተብዙ ምንጮች እናገኛለን። በአጠቃላይ እንግዲህ ውሃ የሚገኝባቸው ምንጮች እጅግ በጣም በርካታ ናቸው ማለት ነው። ውሃን እንግዲህ በተፈጥሮ መልክ ከብዙ ነገር እናገኛለን ማለት ነው። እንግዲህ ውሃን ከምናገኝባቸው ምንጮች ለምሳሌ የዝናብ ውሃን መውሰድ እንችላለን። ይህ የዝናብ ውሃም እንግዲህ ለመጠጥነት የሚውልበት ሁኔታ አለ ማለት ነው። እንግዲህ እንዴት ይውላል ከተባለ በተለይ ገጠራማው አካባቢ ላይ? በቧንቧ በመገደብ ማለት ነው ይህንን ውሃ ለመጠጥነት አንዳንድ ሰዎች ሲጠቀሙ እናያለን። ብቻ በአጠቃላይ የመጠጥነት ውሃ ከምናገኝባቸው ምንጮች በጣም በረካቶቹ ናቸው። ለምሳሌ ብናይ እንግዲህ ከከርሰ ምድር የሚወጣ ወይም ደግሞ በአንቧ ፍሊዳ ብለን ከምንጠራው ላይ የሚወጣው ለመጠጥነት የምንጠቀመው ውሃ ነው። ማለት ነው እንግዲህ ይህ ባንቡዋ በሰው እጅ ወይም ደግሞ በመኪና ወደ ውስጥ ተቆፍሮ በተለይ ግን እኛ አካባቢ ላይ የሚቆፍረው በሰው ልጅ ነው ማለት ነው። እንግዲህ በሰው ልጅ ወደ ሃያ ወይም ደግሞ ሃያ አምስት ሜትር የሚሆን ቁልቁል ከተቆፈረ በኋላ በጣም ከፍተኛ የሆነና ንጹህ የሆነ የከርሰ ምድር ውሃ ይወጣል ማለት ነው። ይህ ውሃ እንግዲህ የተለያየ ነገሮች ይገጠሙለታል ማለትም ይደን የከርሰ ምድር ወደ ላይ ለመውጣት ፊኒዳ ተብሎ የሚጠራውን ነገር ለማዘጋጀት እንግዲህ ባለሙያ ተቀጥሮ መጀመሪያ ሰው ያንን ተቆፈረው በኋላ የተለያዩ ድልቀኖች ወደ ውስጥ ይገቡና እንግዲህ ይህ ከተደረገ በኋላ ያንን ውሃ ወደ ላይ በመንቅነቂያ ወይም ደግሞ በስሪንግ ወደ ላይ እየተሳበ ከመጣ በኋላ ለሰው ልጆች እንግዲህ ለመጠጥነት ይውላል ማለት ነው። እንግዲህ ለመጠጥነት የሚውል ውሃ ብዙ አይነት ምንጮች አሉት ማለት ነው። እንደ አካባቢውና እንደየ ሰው ሁኔታ የተለያየ ቢሆንም እንግዲህ የመጠጥነቷ የምናገኘው በብዛት ከከርሰ ምድር የሚገኘ ዉሃ እጅግ በጣም ቦታ ለመጠጥነት የሚውለውን የውሃን መጠን የሚዝነው ማለት ነው። ከዚህም በተጨማሪ እንግዲህ እኛ ላይ ደግሞ እንደዚሁ ከወንዝ ላይ እንግዲህ የመጠጥ ውሃ እናገኛለን ማለት ነው። እኛ አካባቢ እንግዲህ ሁለት የሚጠቁ ወንዞች አሉ ማለት ነው ከእነዚህም ወንዞች መካከል አንደኛው ወንዝ እንግዲህ በተለያዩ ነገር ስለሚማቀል ማለትም ልብስ በብዛት የሚታጠብበት እዛው ወንዙ ላይ በመሆኑ ይህንን ውሃ ለመጠጥነት ለመዋል እጅግ በጣም ያስቸግራል ማለት ነው። እናም እንግዲህ ከዚህ በተለየ ይልቅስ ስዋ ተብሎ የሚጠራው ደግሞ ከሰፈር ራቅ ያለ በመሆኑ ሰዎች ልብሳቸውን ለማጠብ እንዲሁም ደግሞ እንስሳት ገብተውም ስለማያደፈርሱት እንግዲህ ይህንን ውሃ የሰው ልጆች የኛ አካባቢ በተለይም ደግሞ የኛ አካባቢ ሰው ይህንን ውሃ ለመጠጥነት ያውለዋል ማለት ነው። እንግዲህ እኔ ህፃን በነበርኩበት ወቅት በቀጥታ ይህንን ውሃ ከዛው ሳይቀዳ እንኳን ከብት በምናቆምበት ጊዜ ይሄንን ውሃ ለመጠጥነት እናውለው ነበር ማለት ነው። ከዚህም በተጨማሪ እንግዲህ በተለይ ደግሞ ክረምት በሚሆንበት ወቅት ይህ ውሃ ስለሚደፈርስ ለመጠጥነት ለመዋል በጣም አስቸጋሪ ይሆናል ስለሚደፈር ስንል እንግዲህ ይሄ ውሃ ከተለያዩ ቦታዎች ላይ የተለያዩ ገባር ወንዞች ወደዚህ ገብተው ውሀኑ ስለሚያቆሽሹት እንዲሁም ደግሞ ቆሻሻና መጥፎ የሆኑ ነገሮይ ከወሁ ጋር ተገላቅለው የውሃውን ጥራት ወይም ደረጃ ዝቅ ስለሚያደርጉት ይህንን ውሃ በክረምቱ ወቅት ለመጠቀም እጅግ በጣም አዳጋጅ ይሆናል ማለት ነው። እናም እንግዲህ ያኔ የቦምቦ ውሃ ባልተቆፈረበት ጊዜ ማለታችን ነው እንዲሁም ደግሞ ይህ የቦምቦ ውሃ በጣም አጣራ የሆነና ስለሚያልቅ ስለነበረ የውሃ እንግዲህ ለመጠጥነት ስለማይበቃ የግዴታ ከተለያዩ ቦታዎች ላይ መፈለግ እንይዛለን ማለት ነው። እናም እንዲሁ ወንዙም ስለሚቆሽሽ ወይም ደግሞ ስለሚደፈርስ ወንዙም ለመጠቀም አስቸጋሪ በሚሆንበት ጊዜ እንግዲህ ቀለል ያሉ የምንጭ ወይም ደግሞ የተወሰኑ ጉድጓዶችን ከወንዝ ዳርቻ አካባቢ ላይ ይቆፈራሉ ማለት ነው። እነዛም እንግዲህ ተቆፍረው ውሃ እስከሚያመነጩ ድረስ ያው እንደ ፊለዳው እርገጥ በጣም ባይወስዱም በትንሹ እንግዲህ ሁለት ሜትር ወይም ደግሞ ሶስት ሜትር ከተቆፈረ በኋላ ከዛ ውሃ ላይ እንግዲህ ለመጠጥነት የሚሆን ውሃ ማግኘት እንችላለን ማለት ነው። ከዚህም በተጨማሪ እንግዲህ በማሽን ወይም ደግሞ በመኪና ተቆፍሮ ከቦኖ ውሃን እንግዲህ ማግኘት እንችላለን ለመጠጥነት የሚውል ውሃን ከወንዝ ላይ እንግዲህ የመጠጥ ውሃን እናገኛለን ማለት ነው እኛ አካባቢ እንግዲህ ሁለት የሚጠቁ ወንዞች አሉ ማለት ነው ከእነዚህም ወንዞች መካከል አንደኛው ወንዝ እንግዲህ በተለያዩ ነገር ወይ ስለሚመቀል ማለትም ይህ የውሃ አጠቃቀም ዘዴ እንግዲህ በብዛት እንዴት ነው ከተባለ? ተቆፍሮ ተከርሰ ምድር በማሽን ማለት ነው። የታችኛው መስተያየት ከሰብሮ በደንብ ውሃ ፉል ወይም ደግሞ ሙሉ ውሃ ሆኖት ያን ውሃ እንግዲህ አንድ ቦታ ማጠራቀሚያ ላይ ተደረጎ በተለያዩ መስመሮች ይለቀቅና

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የድርጅቱን ባህል ትወደዋለህ ለሚለው ጥያቄ ምላሽ መውሰድ እወዳለው። አዎ የድርጅቱን ባህል እወደዋለሁ እንግዲህ የድርጅቱ ባህል ሲባል እንግዲህ ድርጅቱ የሚከተለው ማንኛውም አይነት እንቅስቃሴ ወይም ደግሞ ድርጊቱ የራሱ የሆነ ባህል የራሱ የሆነ ህግና ደንብ አለው ማለት ነው። እናም እንግዲህ ይህ አንድ ሰራተኛ የድርጅቱን ባለመውደድና ማክበር እጅግ በጣም ግዴታና ማድረግ ያለበት ጉዳይ ነው ማለት ነው። እንግዲህ የድርጅቱ ባህል ሲባል ብዙ አይነት መገለጫዎች ይኖሩታል ማለት ነው የድርጅቱ ባህል ሲባል እንግዲህ ለምሳሌ የድርጅቱ አሰራር አጠቃላይ አሰራሩን ጨምሮ እንዲሁም ደግሞ ሰራተኞች እንዴት መልበስ እንዳለባቸው ይህንን ሁላ የሚያጠቃልል ነው ማለት ነው። ከዚህም በተጨማሪ እንግዲህ የድርጅቱ ባህል ስንል ድርጅቱ የሚከተላቸው የተለያዩ ስራዎችን ሲሰሩ የሚከተላቸው የአሰራር ዘዴዎችንም የሚያጠቃልል ይሆናል ማለት ነው። እናም በዚህም ምክንያት እንግዲህ አንድ ሰራተኛ ለአንድ ድርጅት ሰራተኛ ከሆነ ቀን ጀምሮ የድርጅቱን ባህል መውደድና የድርጅቱን ባህልና ወግ እሴት እንዲሁም ደግሞ ያሰራር ቅደም ተከተል መከተል ይኖርበታል ማለት ነው። ይህንን የሚያከብር ከሆነ እንግዲህ አንድ ሰራተኛ ለዛ ድርጅት ሰራተኛ ነው ለማለት እጅግ በጣም ያስቸግራል ማለት ነው። እናም ይሄን የድርጅቱን ባህል የማያከብርና የማይከተል ከሆነ አንድ ሰው እንግዲህ ከድርጅቱ ሊወገድ ይችላል የድርጅቱም ሰራተኛ ተብሎ ሊወከል አይችልም ማለት ነው። ይህም በመሆኑ እንግዲህ ሁላችንም የድርጅቱን ባህል ልንወድ ግድ ይላል ማለት ነውና የድርጅቱን ባህል መውደድ በጣም አስፈላጊ የሆነና መሰረታዊ የሆነ ጉዳይ ነው ማለት ነው። የድርጅትን በዓል መውደድ ከሁሉም ያን ያን የሰራተኛ ይጠበቃል ማለት ነው። ለምሳሌ ብናይ እንግዲህ የ ለምሳሌ አንድ ድርጅት ይኖራል እናም ያ ድርጅት እንግዲህ የሚከተለው የአሰራር ዘዴ ሊኖረው ይችላል ለምሳሌ የድርጅቱ ባህል ለምሳሌ እንግዲህ እሁድ እሁድ ስራ የሚገባበት ሊሆን ይችላል ማለት ነው። እናም እንግዲህ እሁድ እሁድ ስራ የሚገባ ከሆነ የሱ የድርጅቱ የራሱ የሆነ ባህል ነው ማለት ነው። እናም በዚህ በእሁድ ቀን እንግዲህ ገብተን የግድ ስራ ልንሰራ ይገባል ምክንያቱም የድርጅቱ ባህል ስለሆነ የድርጅቱ ሰራተኛ እንደመሆናችን መጠን ድርጅቱ የሚከተላቸውን ማንኛውም ያሰራር ዘዴዎች ልንከተል ግድ ይላል ማለት ነው። ይህንን ማድረግ ካልቻልን እንግዲህ ድርጅቱ ከድርጅቱ አባልነት ሊያስወጣን ወይም ደግሞ የድርጅቱ ሰራተኛ ናቸው ብሎ ሰራተኛዬ ናቸው ብሎ ላያከብረን ይችላል ይልቅስ ከድርጅቱን ሊያስወግደን ይችላል ማለት ነው። እናም እንግዲህ ሁላችንም አንድን ድርጅት ልናከብርና በድርጅቱ ውስጥ ልንሰራ ግድ ይላል ማለት ነው። ይህ ካልሆነ ግን የድርጅቱን ባህል አከበርን አይባልም ማለት ነው። እናም እንደኔ ከሆነ እንግዲህ የምሰራበትን ድርጅት በጣም አከብረዋለሁ ለምሳሌ አሁን ያለንበት የኛ ተቋም አለ እና እሱ ይህ እንደ ድርጅት ብንወስደው ይህ ተቋም የሚከተለው የራሱ የሆነ ህግና ደንብ አለው ማለት ነው። እናም እነዚህን ህግና ደንቦች ማክበር ከእያንዳንዳችን የድርጅቱ አባላት እና ሀላፊዎቹ እንዲሁም ደግሞ የበታች ሰራተኞችን ጨምሮ የድርጅቱን ባህል ሊያከብሩት ይገባል ይህ ሲባል ግን እንግዲህ በትላልቅ ቦታ ላይ ያሉት እንዲሁም አመራሮችንና ሰራተኞችን በሙሉ የሚያጠቃልል ነው እንጂ ዝቅተኛ ሰራተኞችን ብቻ ማለት አይደለም። እናም የድርጅቱን ባህል ወድጄዋለሁ። ለምሳሌ ይህ ድርጅት አሁን እየሰራን ያለንበት ድርጅት የተለያዩ የኤአይ ካምፓኒን የማሳደግ ነውና። ይህ ድርጊት እንግዲህ የራሱ የሆነ ባህል አለው እናም የዚህን ባህል በጣም ወድጄዋለሁ። የማልወደው ቢሆን ኖሮ በዚህ ድርጅት ላይ ልሰራ አልችልም እንግዲህ በዚህ ድርጅት ውስጥ ለመስራት የራሱ የሆነ ባህል አለው ማለት ነው። እና ይህንን ባህል ልንጠብቀው እና ይህንን ባህል ልናከብርለት ይገባል ይህንን ካላደረግን ግን ተገቢውን የሆነ ደሞዝ ወይም ደግሞ ክፍያ ማግኘት አንችልም ማለት ነው። እናም በድርጅቱ ውስጥ ተቀጥረን እንግዲህ ወይም ደግሞ በቋሚ ሰራተኝነትም ሆን በጊዜያዊ ሰራተኛ በዛ ድርጅት ውስጥ ለምናደርገው ነገር ሁሉ ተጠያቂ ስለምንሆን ለዛ ተጠያቂነትን ለመውሰድ እንግዲህ የድርጅቱን ባህል ማክበር ከእያንዳንዳችን የሚጠበቅ ነገር ነው ማለት ነው። ለምሳሌ እንግዲህ ይሄ ድርጊት የራሱ ባህል አለው ያ ማለት ከሃያ ደቂቃ ሚኒመም ከሃያ ደቂቃ ወይም ደግሞ ዝቅተኛዋ ሃያ ሰከንድ ናት ማለት ነው እና ይቺን ሃያ ሰከንድ መሙላት ካልቻልን ድርጅቱ ለኛ አይሞላንም እንዲሁም ደግሞ ከፍተኛ ከአምስት ደቂቃ በላይ መሄድ አንችልም ይገድበናል ማለት ነው። እንግዲህ እነዚህን ነገሮች ተከፋይ ለመሆን የድርጅቱን ባህል ማክበር ግድ ይለናል ማለት ነው። ይህንን ካላደረግን ግን ለድርጅቱ ተገዢ ካልሆንን ድርጅቱ እንግዲህ ለእኛ ደሞዝ ላይሰጠን ይችላል ማለት ነው። እናም ይሄን ደሞዝ ከዚህ ደሞዝ ተጠቃሚ ለመሆን የድርጅቱን ባህል ማክበር ከእያንዳንዳችን የሚጠበቅና ግዴታ የሆነ ነገር በመሆኑ ሁላችንም

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህም በዚህ መሰረት ጥያቄዬን ለማቅረብ እወዳለሁ። የሽያጭ ግቦች አሉህ ለሚለው ጥያቄ ምላሽም አዎ የሽያጭ ግቦች አሉኝ የሚል ይሆናል ማለት ነው። ምክንያቱም እንግዲህ የሽያጭ ግቦች። ሊኖሩን ይገባል የሺያጭ ግቦች ስንል እንግዲህ ይሄንን ያክል ብንሸጥ ጥሩ ነው ይሄንን ያክል ብናደርግ ጥሩ ነው ብለን የምናስቀምጣቸው ማለታችን ነው። ምክንያቱም የሽያጭ ግቦች ሊኖሩን የግዴታ ይላል ማለት ነው ይሄ ካልሆነ። የሽያጭ ግቦች የማይኖሩን ከሆነ እንግዲህ የፈልግነው ላይ ልንደርስ አንችልም የግድ ግቦችን ማስቀመጥ እና መተንበይ ከእያንዳንዳችን ይጠበቃል ማለት ነው። እናም ይህንን ከሽያጭ ግቦች ከምንለው ለምሳሌ ነጋዴዎች ከሆንን ማለት ነው እናም ይህን ያክል ብንሸጥ ውጤታማ ነን። ይህን ያክል ካል ሸጥን ደግሞ ውጤታማ አይደለንም ብለን የምናስቀምጠው አይነት ነው ማለት ነው። እና እኔ እንደማንኛውም ሰው እንግዲህ የሽያጭ ግብ አስቀምጣለሁ። የሽያጭ ግቤ ላይም እንግዲህ በዛሬው ቀን በዛሬ ገበያ ይሄን ያክል መሸጥ ይኖርብኛል ብዬ የማስቀምጠው መስፈርት ማለት ነው። እና በተለይ ነጋዴዎች ላይ እንግዲህ ሁሉም ነጋዴዎች በሚባል ደረጃ የራሳቸው የሆነ የሽያጭ ግብ ያስቀምጣሉ። ይህ የሽያጭ ግብም እንግዲህ ያው ለተለያየ አላማ ሊጠቀሙበት ይችላሉ። ይህ ማለት እንግዲህ በሽያጭ ግባቸው መሰረት የሽያጭ ግባቸውን ማሟላት ከቻሉ በእለቱ ገበያ ላይ ጥሩ አደረግን ይላሉ ማለት ነው። እንዲሁም ደግሞ ከሽያጭ በላይም ካቀዱት በላይ ከግብአቸው በላይ ከሸጡ ደግሞ ገቢው እጅግ በጣም ያማረና አሪፍ ነው ብለው ይቀጥላሉ ማለት ነው። እና የሽያጭ ግን ማስቀመጥ እንግዲህ ብዙ አይነት ጠቀሜታዎች ይኖሩታል። መካከል እንግዲህ በግብአችን መሰረት ባስቀመጥነው ግብና ከዛ በላይ የሚሄድልን ከሆነ በዚህ በሽያጭ ውስጥ ልንሰማራ ግድ ይላል ማለት ነው። ነገር ግን ደግሞ ከሽያጭ በታች ሁሌ የሚመጣብን ከሆነ ከግባችን በታች ሁሌ የሚመጣብን ከሆነ ግን ይህንን የሽያጭ አይነት ወይም ደግሞ ይህንኛውን ሽያጭ የስራ መስፈርት ለቀህ ሌላ ልንይዝ ግድ ይለናል ማለት ነው። እናም እንግዲህ የስራ ሽያጭ ማስቀመጥ ከእያንዳንዳችን የሚጠበቅ ነገር ስለሆነ ሁላችንም የሽያጭ ግብ ልናስቀምጥ ግድ ይላል ማለት ነው። በዚህም መሰረት እንግዲህ ሁላችሁም የሽያጭ ግብን ብታስቀምጡ እጅግ በጣም አስፈላጊ ነው ብዬ እሄዳለሁ እወስናለሁ ማለት ነው። ለምሳሌ አንድ ጓደኛ አለኝና ይህ ጓደኛዬ እንግዲህ ሁሌም የሽያጭ ግብ ሳይሰራ መጀመሪያ ስራዎችን ማከናወን አይወድም። እንግዲህ ሲነሳ ገና ዛሬ ይሄን ያክል ባደርግ ይሄን ያህል ብሸጥ ብሎ የሽያጭ ግቡን መጀመሪያ ላይ አስቀምጦ ነው የሚወጣው ማለት ነው። እና ይህ ሰው እንግዲህ የሽያጭ ግቡን ሲያስቀምጥ ለእርሱ አሪፍ ነው ማለት ነው። ምክንያቱም ያንን ስራ ለመቀየርም ሆነ በዛ ለመቀጠል የሽያጭ ግቡን አስቀምጦ በዛና ከዛ በታች የሚያመጣ ከሆነ እንግዲህ ስራውን ለመቀየር ያስችለዋል ማለት ነው። እና የሽያጭ ግብ ማስቀመጥ በጣም ጥሩ ነገር ነው። በርግጥ ለእያንዳንዱ ነገር ግብ ልናስቀምጥለት ይገባል ግብ ከስቀመጥን እንግዲህ ነገሮችን ለመገምገም እና ለመተንበይ በጣም ጥሩ ስለሚሆንልን ግብ ማስቀመጥ ከሁላችንም የምትጠብቅ ነገር ነው እና ሁላችሁም ግብ እንድታስቀምጡ የሚል አሜንታ አለኝ ማለት ነው። እና የግብ ማስቀመጥ እንግዲህ ብዙ አይነት ጠቀሚታዎች አሉት። እና ግብ አስቀምጣችሁ ሁላችሁም ብትሰሩ በስራችሁ ላይ ውጤታማና ጥሩ የሆነ ስኬትን ታመጣላችሁ ብዬ ተስፋ አደርጋለሁና። ይህንን እንግዲህ ለማግኘት ይህን ተደራሽ ለማድረግ ሁላችሁም ግብ ብታስቀምጡ ጥሩ ነው እላለሁኝ። እና ይሄን ግብ እያስቀመጣችሁ ስራ እንድትሰሩ ሁላችሁንም አበረታታችኋለሁ ሁላችሁንም እነግራችኋለሁ ማለት ነው። እናም ግብን ማስቀመጥ በጣም ወሳኝ የሆነ ነገር በመሆኑ ሁላችሁም ግብ እንድታደርጉ እመክራችኋለሁ እሄን ካላደረጋችሁ እንግዲህ እጅግ በጣም ከባድ ስለሚሆንባችሁ ግብ ማስቀመጥ ከሁላችሁም ይጠበቃል የሚል እምነት አለኝ ማለት ነው። እናም ቤተሰብ ይሄንን እንድትደርጉ እመክራችኋለሁ አንዳንድ ሰዎች እንግዲህ ግብ ሳያስቀምጡ እንዲሁ ሽያጭ ሲፈጽሙ እናያለን ማለት ነው። እና እነዚህ ሰዎች እንግዲህ ምንድን ናቸው ካልን? በስራቸው ስኬታማ የማይሆኑ ዘፈቀደ ይሁኑና በደንብ ስለ ሽያጭ ወይም ደግሞ በንግዱ አለም እውቀቱ የሌላቸው ሰዎች ናቸው ማለት ነው። እና የሽያጭ ግብ ማስቀመጥ በጣም ወሳኝ ነው። ታስቀምጥን በቀን እንግዲህ ዛሬ ይሄን ያክል መሸጥ አለብን ብለን አምነን እንግዲህ ተመጣጣኝ በሆነ ዋጋ ሽያጭ ልንሸጥ ይገባል ማለት ነው። ነገር ግን የሽያጭ ግብት ካላስቀመጥን ሙሉ ነገሩን ዝም ብለን አንድ ልንሸጥ እንችላለን ምክንያቱም። ወደፊት የሚጨምሩ ነገሮች ሊኖሩ ይችላሉ እና እነዛን ነገሮች የሽያጭ ግብ አስቀምጠን በሽያጭ ግቡ መሰረት የማንሸጥ ከሆነ። በረካሽም ልንሸጥ እንችላለን። እንዲሁም ደግሞ እንዲሁም ግብ ካላስቀመጥን አሁንም በተመሳሳይ ምንም ላንሸጥ እንችላለን። ሳንሸጥ ልናስቀምጥና በዛው አፍነን ልንይዛቸው እንችላለን። ይሄ ደግሞ በስኬታማነታችን ላይ ችግር ያስከትላል

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ትንኞ አካባቢው አሉ የሚለውን ጥያቄ ለመመለስ በደስታ መጥቻለሁ ማለት ነው። እንግዲህ ለምላሾም አዎ ትንኞች በአካባቢው ይገኛሉ ማለት ነው። እንግዲህ ትንኞች ሲባል እንግዲህ ትናንሽ ነፍሳት ከሚባሉት ውስጥ የሚመደቡ ናቸው ማለት ነው። እናም እነዚህ ትንኞች እንግዲህ በአካባቢው ላይ በመገኘት በተለይ እነዚህ ትንኞች የሚገኙት ቆሻሻ ባለበት አካባቢ ላይ በብዛት ትንኞች ይገኛሉ ማለት ነው። እናም እርጥበት ያለበት አካባቢ እንዲሁም የተለያዩ ቦታዎች ላይ ትንኞችን እናገኛቸዋለን ማለት ነው እና እነዚህ ትንኞቹ እንግዲህ ጎጂ ነፍሳት ናቸው ማለት ነው። እነዚህ ጎጂ ነፍሳት እንግዲህ ምክንያቱም ጎጂ ነፍሳት ያለባቸው ከቆሻሻ ላይ መጠው እንግዲህ አካባቢ የሚበክሉ በመሆናቸው እነዚህ ትንኞች እንግዲህ ሊወገዱ የሚገባቸው ናቸው ማለት ነው። እናም እነዚህ ትንኞች በአካባቢያችን ላይ ካሉ እንግዲህ በምንተኛበት ጊዜ ሰላምን ይነሳሉ እየጮሁ እንቅልፍ ጥሩ መልካም የሆነ እንቅልፍን እንዳንተኛ ያደርጉናል ማለት ነው። ከዚህም በተጨማሪ እንግዲህ እነዚህ እንቅልፎች ስንተኛ ይረብሹናል ወይም ደግሞ ይናከሳሉ ማለት ነው። እና እነዚህ ትንኞች መጥፎ በመሆናቸው ሊወገዱ ይገባል የተለያዩ የማጥፊያ ነገሮችን በመጠቀም ትንኞችን ልናስወግድ ይገባል ያ ካልሆነ ግን ትንኞች እንግዲህ መጥፎ ናቸው። በእኛ ላይ ብዙ ነገርን ያስከትሉብናል ማለት ነው። እናም እነዚህ ትንኞች ሊወገዱ የሚገባቸው በመሆኑ ሁላችንም እንግዲህ እነዚህን ትንኞች የተለያየ የኬሚካል ወይም ደግሞ የትንኞቹን ማጥፊያዎችን በመጠቀም እነዚህን ትንኞችን መግደል እና ማጥፋት ይቻላል ማለት ነው። ትንኞች እንግዲህ ምንም አይነት የሆነ ጠቀሜታ የላቸውም። ስለሌላቸውም እንግዲህ እነዚህ ትንኞች ሊወገዱ ይገባል ማለት ነው ነገር ግን ደግሞ በእያንዳንዱ አካባቢዎች የጣዝማ ማር የሚባለው የሚገኝ ከእነዚህ ትንኞች ነው ማለት ነው። እና እነዚህ ትንኞች እንግዲህ ያው የትንኛ አይነቶች የተለያዩ ናቸው። የጣዝማ ማር የሚሰጡ ትንኞች አሉ እንዲሁም ደግሞ ቆሻሻ ላይ ሽንት ቤት አካባቢ በርጥበት ቦታ ላይ እንዲሁም ደግሞ ብርሃን በሚገኝባቸው ማለትም መብራት የመብራት ነገሮች እነዚህን ትንኞች የመሳብ ነገር አለው እና እነዚህ ትንኞች በተለይ ደግሞ ህፃናትን በመብላት እንቅልፍ ጥሩ እንቅልፍ እንዳይተኛ ያደርገዋል ማለት ነው። እና እነዚህ ትንኞች እንግዲህ ኬሚካል በመርጨት ልናጠፋቸው እንችላለን እንዲሁም ደግሞ ለትንኞች ምቹ የሆኑ ሁኔታዎችን በሙሉ ስናጠፋ እነዚህ ትንኞች ያለ ኬሚካል እንዲሁ ሊጠፉ ይችላሉ ማለት ነው። በአጠቃላይ እንግዲህ ትንኝ እኔን በጣም ነው የሚረብሸኝ በተለይ ማታ በምትተኛበት ጊዜ እነዚህ ትንኞች እየጮሁ በጣም ይረብሹኛል እንዳልተኛ ያደርጉኛል ከጭሆታቸው በተጨማሪ ደግሞ ከተለያየ ሰውነቴ ላይ በማረፍ እንግዲህ እየጠበሱ እንዳልተኛ ያደርጉኛል ማለት ነው። ምናልባት እንግዲህ እናንተን አላውቅም አንዳንድ ቦታዎች ላይ ላይኖሩ ይችላሉ ግን እኛ አካባቢ ላይ ትንኞች በብዛት ስላሉ እንደዚህ አይነት ነገሮችን በእኔ ላይ ያደርሱብኛል ማለት ነው። እናም እንግዲህ ሁላችሁም እነዚህን ትንኞች በተለያየ መንገድ ልታጠፉ ትችላላችሁ አንዳንዶቻችሁ ልትገድሉ እንዲሁም ደግሞ ረጉበት አካባቢ ላይ ኬሚካል መመርጫት ልትገድሏችሁ ልትገድሏችሁ ትችላላችሁ በሌሎቻችሁ ደግሞ እንግዲህ በመግደል እንዲሁም ማለትም በልብስ እንደዚህ በመግደል ልትገድሏችሁ ትችላላችሁ ማለት ነው። በተለይ እነዚህ ትንኞች የሚመጡት ማታ ማታ ተኝቼ ስልኬን በምጠቀምበት ጊዜ ብራይትነሱ ወይም ደግሞ የስልኬን ብርሃን በማየት እነዚህ ትንኞች ቀጥታ ወደምተኛበት ይመጣሉ እናም መጥተው ሰውነቴ ላይ ሲያርፉ በጣም ቅሽሽ የሚሉ አይነት ነገሮች ናቸው ማለት ነው። አሁን እና እነዚህ ትንኞች ብዙ አይነት በሽታም ምናልባት ሊያስተላልፉ ይችላሉ። ይኸው የማውቀው ነገር እንደዚህ ባይኖረኝም በሽታ እንደሚያስተላልፉ ግን አልጠራጠርም ምክንያቱም እነዚህ ትንኞች ከቆሻሻ ቦታ ላይ የሚመጡ በመሆናቸው እንግዲህ ቆሻሻቸውን እኛ ላይ በማራገፍ በሽታን ሊያስተላልፉ ይችላሉ ብዬ እገምታለሁ ማለት ነው። እና እነዚህን ትንኞች እንግዲህ ልንገላቸው ልናጠፋቸው ይገባል የተባለም ለዚህ ነው። ምክንያቱም የተለያዩ በሽታዎችን በእኛ ላይ ሊያመጡ ስለሚችሉ ስነተኛም ስለሚረብሹን እናም ደግሞ በቃ በምግብ ላይ ራሱ በመገኘት ምግብን ስለሚያቆሽሹ ትንኞች የተለያየ ኬሚካል ተረጭተው ሊገደሉና ሊጠፉ ይገባል የሚል አመኔታ አለኝ ማለት ነው። እናም ሁላችሁም እንግዲህ እንደዚህ የሚያስቸግሯችሁ ከሆነ የተለያየ የምርጭት የምርጫ ኬሚካል በመጠቀም እነዚህን ትንኞች ማጥፋት ይቻላል እንዲሁም ደግሞ እነዚህን ትንኞችን ለማጥፋትም ቂስ እንጠቀማለን ለምሳሌ ጥሩ ማዘያ አለው አሁን የወይራ ቂስን ስንጠቀም እነዚህ ትንኞች ድራሻቸው ይጠፋል ማለት ነው። እናም በተጨማሪ እንግዲህ በተጨማሪ የወይራ ማጥንት ወይም ደግሞ ጢስ በምናጢስበት ጊዜ ትንኞችን ማጥፋት ይቻላል ማለት ነው። በአጠቃላይ እነዚህ ትንኞች መጥፎ የሆነ ሽታ ነው እነሱን የሚጠራቸው እንዲሁም በተጨማሪ ደግሞ መብራት መብራት ካለ ወይም ደግሞ የ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የቀረበልኝ ጥያቄ የስልክህ ባትሪ ምን ያህል ይቆያል የሚል ነው ማለት ነው? እንግዲህ የስልኬ ባትሪ የኔ በተለይ ይሄን ስራ ከጀመርኩ ጀምሮ ባትሪዬ ቶሎ ቶሎ እያለቀ አስቸግሮኛል ማለት ነው። እናም የስልክ ባትሪ እንግዲህ እንደየሁኔታው ይወስናል ማለት ነው። እናም ይህ የስልክ ባትሪ እንግዲህ እንደ ሁኔታው ይወሰናል ማለት ነው። ይሄ የሆነበት ምክንያቱም ስራ በጣም አብዝተን የምንሰራ ከሆነ የስልካችን ባትሪ ቶሎ ቶሎ እያለቀ ያስቸግረናል ማለት ነው። አንዳንዴም እንግዲህ የስልክ ባትሪያችን ማለትም ስራ የማንሰራበት እና እንዲሁ ዝም ብለን ለሙዚቃ እና ለአንዳንድ ነገሮች ለደውል የምንጠቀመው ከሆነ የስልክ ባትሪ ለረጅም ጊዜ ሊያገለግል ይችላል። ነገር ግን ይሄን ስራ ከጀመርኩ ጀምሮ የስልክ ባትሬ አራት ሰዓት ብቻ አጠቀመዋለሁ ከዛ በላይ አያቆየኝም ማለት ነው። ስራ እንግዲህ ባትሪን በጣም የሚበላ ነው ማለት ነው። ነገር ግን የስልኬ ኢንፊኒክስ በመሆኑ በጣም የተሻለ ባትሪ የሚባል ነው ማለት ነው። እናም የስልክ ባትሪ እንግዲህ ምን ያህል ጊዜ ይቆያል ከተባልኩኝ ለአንድ ቀን ነው ማለት ነው። በዚህ ቀን የሚያገለግለኝ አሁን ስራ እየሰራሁ ባለውበት ሰዓት ነገር ግን ስራ በማልሰራበት በፊት ላይ እስከ ሁለት ቀን የምጠቀምበት ሶስት ቀን ሁላ እጠቀምበት ነበር ማለት ነው። ነገር ግን በጊዜ ሂደት ባትሪዬ ቶሎ ቶሎ እያለቀ በመምጣቱ ያው እንግዲህ አሁን ላይ ባትሪዬ ቶሎ ቶሎ እያለቀ በመምጣቱ ስልኬን ብዙ ጊዜ ሁለቴ ወይም ደግሞ በቀን አንዴ ብቻ ማለትም ለአንድ ጊዜ ወይም ደግሞ ለአንድ ቀን ብቻ ያገለግለኛል ማለት ነው። እናም የስልክ ባትሪ እንግዲህ እንደየስልኩ ሁኔታ የስልኩ ደረጃ እና የስልኩ አይነት እንዲሁም ደግሞ የምናከናውነው ስራ ይወስነናል ማለት ነው። እንግዲህ ስልካችንን ሳናሳርፍ ሙሉ በሙሉ ተጥደንበት ወይም ደግሞ እየተጠቀምነው የምንውል ከሆነ ከአንድ ቀን በላይ ላይዘን ይችላል እናም አሁን እኔ አሁን ባትሪዬ ከአንድ ቀን በላይ መያዝ አቁሟል ማለት ነው። ምክንያቱም ይሄን ስራ ከጀመርኩ ጀምሮ እንግዲህ ከጠዋት ጀምሬ እስከ ቀን ድረስ ስሰራበት ስለምቆይ ይህን ስራ እንግዲህ ከተጠቀሙት ጊዜና ሰዓት ጀምሮ ባትሪ ቶሎ ቶሎ ማለቅ ጀምሯል አንድ ቀን ብቻ ያገለግለኛል ማለት ነው። ነገር ግን ባትሪዬን ለመቆጠብ ከፈለኩኝ ይህንን ስራ የማልሰራ ከሆነ ግን እስከ ሁለት ቀን ባትሪ ያገለግለኛል ማለት ነው። እንግዲህ ጠቅለል ሲል የኔ ባትሪ አሪፍ ነበር ማለት ነው። የኢንፊኒክስ ስልኮች ባትሪያቸው በጣም አሪፍ ነው ነገር ግን ያው ዳታቸው የተወሰነ እዛ ያደርጋል እንጂ በባትሪ ደረጃ በጣም የተሻለ ባትሪ ነው ማለት ነው። ነገር ግን ሳምስንግ የተባለው ባትሪ ደግሞ እጅግ በጣም መጥፎ ወይም ደግሞ ጅል የሆነ ነው። ለምሳሌ ብንወስድ አንድ ጓደኛ አለኝ እና ይሄ ሳምሰንግ ስልክ አለው ማለት ነው። እና ይቺ ስልክ ይህንን ስራ መጠቀም ከጀመረ ጀምሮ በቀን ሁለቴ ወይም ሶስቴ እየሞላ ይጠቀምባታል ማለት ነው ምክንያቱም ይህ ስራ እጅግ በጣም የስልክ ባትሪ የሚበላ በመሆኑ ባትሪው የተበላሸ ሁሉ መስሎታል ማለት ነው። ነገር ግን ባትሪው ለምን ማለትም ይሄን ስራ የማይሰራ ከሆነ ባትሪው ለሶስት ቀን አይ ሚን ለአንድ ቀን የሚጠቀምበት ነው ማለት ነው። ይሄ የሚያሳየው እንግዲህ የኔ ስልክ የምሰራ ከሆነ ለአንድ ቀን የሚጠቅም ሲሆን። ይህ ሳምሰንግ የተባለው ስልክ ደግሞ ለአንድ ቀን ብቻ ሳይሰራ ስራ ይጠቀማል ማለት ነው። እና እንግዲህ ሲነጻጸር የኔ ባትሪ የሱን ሁለት እጥፍ ያክል ጊዜ ያገለግላል ማለት ነው። እና በባትሪ ደነኛ ባትሪ ከፈለጋችሁ ይኢንፊኒክስ ስልክ በጣም አሪፍ ነው። በባትሪው በጣም አሪፍ ነው እንዲሁም ደግሞ በተጨማሪ ካሜራውም በጣም የሚያምር ነው ማለት ነው። እና በአጠቃላይ እንግዲህ ስልክህን የስልክ ባትሪ ምን ያህል ትጠቀማለህ ለሚለው ጥያቄ እንግዲህ እንደ አጠቃቀሜ ነው የሚል ምላሽ ነው ልሰጥ የምችለው ማለት ነው። እንግዲህ ካልተጠቀምንበት ማለትም እንደዚህ ችክል ብለን ስራ የማንሰራበት ከሆነ አልፎ አልፎ እንደዚህ ለደውልና ለተለያዩ ለሙዚቃ ምናምን የምንሰማበት ከሆነ ለሁለት ቀን ይዘኛል ብያችኋለሁ ማለት ነው። እንዲሁም ደግሞ ይሄን ስራ ችክል ብዬ የምሰራ ከሆነ ግን ለአንድ ቀን ወይም ደግሞ ለስምንት እና ለአስር ሰዓት ብቻ ያገለግለኛል ማለት ነው። እናም እንግዲህ ጠቅለል ሲል የስልክ ባትሪ የሚወስኑ ሁኔታዎች እነኚህ አሁን የጠቀስኳቸው ናቸው ማለት ነው። እናም ይህ እንግዲህ ስልክንም ደግሞ በቀን ብዙ ጊዜ መቼረጅ እንዲበላሽ ምክንያት ይሆነዋል በተለይ ሳያልቅ ዝም ብለን የምንደጋገመን የምንተክለው ወይም ደግሞ ቻርጅ የምናደርገው ከሆነ የስልካችን የመበላሸት እድሉ እጅግ በጣም ከፍተኛ ያደርገዋል። እናም ሁላችሁም እንግዲህ ይህንን ግንዛቤ ውስጥ በማስገባት ስልካችሁን ቶሎ ቶሎ ባትጀርጁት እና ቢያልቅም ወይም ደግሞ ለመቆጠብ ሙከራ ብታደርጉ መልካም ነው ብዬ እመኛለሁ። እንግዲህ የስልክ ባትሪ ከጊዜ ወደ ጊዜ እየቀነሰ ነው የሚሄደው ማለት ነው ምክንያቱም ስልካችን እያረጀ ስለሚ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ፀሀይ ስትጠልቅ መመልከት ትወዳለህ የሚለውን ጥያቄ ምላሽ ለመመለስ እወዳለሁ ማለት ነው። እንግዲህ ፀሀይ ስትጠልቅ መመልከት እጅግ በጣም ከሚያስደስተኝ ነገሮች መካከል አንዱ ነው ማለት ነው። እንግዲህ ፀሀይ ስትጠልቅ ማየት በጣም ያስደስተኛል። እናም እንግዲህ ፀሀይ ስትጠልቅ ለማየት ከፍተኛ ቦታ ላይ ቁጭ ብዬ የፀሀይን አጠላለቅ ሁኔታ በማየት መመሰጥ በጣም ደስ ይለኛል። እንዲሁም ፀሀይ ስትጠልቅ ካሜራን አንስቼ ለራሱ የስክሪን ከቨር ላይ ወይም ደግሞ ዌል ፔፐር እያደረኩ የፀሀይ መጥለቅን በዚህ ያክል እወደዋለሁ ማለት ነው። እና የፀሀይ ስጠልቅ እንግዲህ ሰማዩ ቀይ ሆኖ የተለያየ ደም የሚመስል ዲዛይን ወይም ደግሞ ከለር ይዞ ቀለም ይዞ ማለት ነው መመልከት እጅግ በጣም ነው ደስ የሚለኝ። ፀሀይ ስትጠልቅ እንግዲህ በጣም ደስ ትላለች ማለትም ፀሀይ ስትጠልቅ ስናያት ፈዘዝ ስለምትል ፀሀይን በደንቡ መመልከት ያስችለናል። ነገር ግን ፀሀይ ሳትጠልቅ ቀትር ወይም ደግሞ ቀን አካባቢ ላይ ፀሀይን ለማየት እጅግ በጣም አስቸጋሪ ነው። ምክንያቱም የፀሀይ ብርሃን አይንን ስለሚጎዳ ፀሀይን ለማየት በጣም አዳጋች ነው የሚሆነው ማለት ነው። ነገር ግን ፀሀይ በምትወጣበትና በምትጠልቅበት ጊዜ ፀሀይን መመልከት የፀሀይን መጠን መመልከት ይቻላል ማለት ነው። እና እኔ እንግዲህ ጠቅላል ሲሌ ፀሀይን መመልከት በጣም ደስ ይለኛል። እኔ ብዙ ጊዜ የምኖረው አራተኛ ፎቅ ላይ ነው። እና እዚህ አራተኛ ፎቅ ላይ እንግዲህ ከሰማይ ላይ ፀሀይን ስትጠልቅ ለማየት በጣም ምቹ ነው ምክንያቱም የሚጋርደን ነገር ምንም ስለሌለ ከዛ ላይ በመቀመጥ እንግዲህ የፀሀይን መጥለቅ ቁጭ ብዬ መመልከት በጣም ያስደስተኛል። እናም ፀሀይን ስትጠልቅ እዛላይ ሆኜ ስመለከት በጣም ደስ የሚል ስሜት ይሰጠኛል ማለት ነው። እናም ይሄ ስለሆነ እንግዲህ ፀሀይን እየቀረጥኩኝ የስልኬ ክበር ሁላ አደርጋታለሁ እንዲሁም ለማስታወሻ ለፎቶ እያልኩ እንዲሁ እይዛታለሁ ማለት ነው። እናም ይህ የሚያሳየው እንግዲህ የፀሀይ መጥለቅ እጅግ በጣም ደስ የሚለኝ ሰው አይነት ነኝ ማለት ነው። እናም እንግዲህ ሁላችሁም የፀሀይ መጥለቅ ልትወዱም ላትወዱም ትችላላችሁ። እሱ እንግዲህ እንደ እያንዳንዳችሁ የሰውነት ባህሪ የሚለያይ ቢሆንም የፀሀይ መጥለቅን ግን አብዛኞቹ ሲመለከቱ አያለሁኝ ማለት ነው። በተለይ ደግሞ ተፈጥሮን የሚያደንቁ በተፈጥሮ የሚመሰጡ ሰዎች የፀሀይ መጥለቅን መመልከትና ማየት እንጂ በጣም ያስደስታቸዋል ማለት ነው። እንግዲህ የፀሀይ መጥለቅን መመልከት በጣም ደስ የሚል ነገር በመሆኑ ሁሉም ሰው በስልክ ሲያነሳ እመለከታለሁኝ እንዲሁም ደግሞ በተመስጦ ፀሀይን ስትጠልቅ መመልከት እጅግ በጣም ያስደስታቸዋል ማለት ነው። አንድ ጓደኛ አለኝ እና ይሄ ጓደኛዬም እንደዚሁ እንደኔ ፀሀይ ስትጠልቅና ቁጭ ብለን እንመልከትና እስኪ ፀሀይን ስትገባ እንያት እያለኝ እንግዲህ ቁጭ ብለን ፀሀይን ወደ ማታ አካባቢ ላይ ወንበር አውጥተን ፀሀይን ስትጠልቅ መመልከት በጣም ስለሚያስደስትን ቁጭ ብለን ፀሀይን ስናይ እስከምትገባ ማለትም ከአይን እስከምትሰወር ሙሉ በሙሉ ውስጥ ጥልም እስከምትል ድረስ ፀሀይን መመልከት እጅግ በጣም ያስደስተኛል ማለት ነው። እና እንግዲህ ፀሀይን መመልከት በጣም ደስ የሚለኝ በመሆኑ በካሜራም እያነሳሁ ተለያዩ እንትኖች ላይ ሁላ እልካለሁኝ ጓደኞቼ ላይ ሁላ የፀሀይ መጥለቅን እያነሳሁ ፎቶዋን ለጓደኞቼ እልክላችኋለሁ ማለት ነው። እና ይህ ምንድነው እያሉ ይጠይቁኛል? ለኔ ግን የጸሀዬ መጥለቅ ልዩ የሆነ ትርጉምን ትሰጠኛለይ ስሜት ትስጠኛለይ እና ፀሀይን ስትጠልቅ መመልከት እጅግ በጣም ያስደስተኛል። እንግዲህ ሰዎች ፀሀይን መመልከት ስትጠልቅ መመልከት ምናልባትም ላይወዱ ይችላሉ ለኔ ግን ፀሀይን ስትጠልቅ መመልከት በጣም ደስ የሚለኝ እና ሁሌም መጻሀይ ስትጠልቅ ቆሜና ቁጭ ብዬ መመልከት በጣም ያስደስተኛል ማለት ነው። እንግዲህ የፀሀይ መጥለቅ ለምን? ደስ ይልሃል ታላችሁኝ ዋና አላማዬ ያው ፀሀይን በሰማይ ላይ ማለትም ቀን ማየት ስለማልችል ልትጠልቅ አካባቢ ግን ፀሀይን በቀላሉ እንዲሁ አተኩሬ ማየት ስለሚያስችለኝ ይመስለኛል ብዬ ለራሴ ግምት እሰጠዋለሁ ማለት ነው። ብቻ በአጠቃላይ ፀሀይ ስትጠልቅ መመልከት ከምንም በላይ ያስደስተኛል። በጣም የምወደው ነገር ነው። ጓደኛዬም እንደዚህ የሆነ ነገር ግን አንዳንድ ሰዎች የፀሀይ መጥለቅን ብዙም ተስፋ ምንድነው የማይሰጡት እንደውም ልብ ሁላ ብለው የማይመለከቱት ብዙ ሰዎች አሉ። እኔ ግን ተፈጥሮን ማለቅ የተፈጥሮን እያንዳንዷን ነገር መመልከት እጅግ በጣም የሚያስደስተኝ እና ተፈጥሮን በጥብቀት ወይም ደግሞ በጥልቀት መመርመር በጣም ስለሚያስደስተኝ ፀሀይንም አግባቡዎን እጅግ በጣም በተመስጦ ስመለከት ውስጤን ሰላም የማገኝ በጣም ደስ የሚለኝ እንዲሁም ደግሞ በቃ ነገሮችን በጥልቀት የማይበቱ ሁኔታ በጣም የሚያስደስተኝ በመሆኑ በተመስጦ ፀሀይ ስትጠልቅ ማየት ለኔ በጣም ስሜት የሚሰጥ ነው ማለት ነው። እናም ሁላችሁም እንግዲህ እያንዳንዷን ነገር የተፈጥሮን ነገሮች በሙሉ በተመስጦ ብታው በጣም ደስ የሚል ነገር በየአንዳንዳችሁ ላይ እንደሚመጣ ተስፋ አደርጋለሁ ማለት ነው። እንግዲህ

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ የቀረበልኝን ጥያቄ ለመመለስ በጣም በደስታ ነው የምወደው ማለት ነው። እንግዲህ ጥያቄውን መዘመር ትወዳለህ የሚል ነው ማለት ነው። አዎ ምላሼ አዎ መዘመር እወዳለሁ የሚል ነው እንግዲህ መዘመር ሲባል ብዙ አይነት የመዘመር ወይም ደግሞ የዝማሬ አይነቶች አሉ። እንግዲህ ከእነዚህም መካከል ለምሳሌ ለሀገር የሚደረግ መዝሙር በተለይም ደግሞ ባንዲራ ሲወጣና ሲሰቀል እንዲሁም ደግሞ የተለያዩ በዓላትን ስናከብር ባንዲራ እያወጣን እያወረድን ስለ ሀገር የሚዘመሩ ዝማሬዎች አሉ። ስለ ሀገር ስለ አንድነት የሚዘመሩ ዝማሬዎች አሉ ማለት ነው። እናም እነዚህን ዝማሬዎችም እንዲሁ መዘመር በጣም ያስደስተኛል። በተለይ ባንዲራ ሲወጣና ሲወርድ የተለያዩ ዝማሬዎች የክልል ዝማሬዎች እና የኢትዮጵያ የህዝብ መዝሙር የሚባሉ አሉ። እና እነዚህን መዝሙሮች መዘመር እጅግ በጣም ስሜት የሚሰጠኝና ደስ የሚለኝ ነው ማለት ነው። የብቻዬንም እንኳን እነዚህን ዝማሬዎቼን እንዲሁ ዝም ብዬ እዘምራለሁ ማለት ነው። ነገር ግን ትምህርት ቤት ውስጥ ብዙ ጊዜ የሚዘመሩት ተሰልፈን በጋራ በመሆን ነው ማለት ነው። እናም እነዚህን መዝሙሮችን ከመውደዴ የተነሳ በስልኬ አስጭኜ እነሱን እያዳመጥኩ እንዲሁም ደግሞ በጽሁፍም አስፍሬ እነሱን እያነበብኩ መዘመር እጅግ በጣም ያስደስተኛል። እናም በአጠቃላይ ጠቅለል ሲል እንግዲህ እንደነዚህ አይነት መዝሙሮች የዚህን ያክል መዘመር እጅግ በጣም ያስደስተኛል ማለት ነው። ነገር ግን አንድ ጓደኛ አለኝ እና ይሄ ጓደኛዬ ደግሞ ከእኔ በተቃራኒ መዘመር እጅግ በጣም ነው የሚያስጠላው ማለት ነው። ሰልፍ ላይ ተሰልፈን ዘምሩ ሲባል እንኳን አልዘምርም ብሎ ዝም ብሎ እንዲሁ ነው የሚከተለው ማለት ነው። እናም ከለታት አንድ ቀን አስተማሪው ዘምሩ ብሎን ቆመን ባንዲራ እያወረድን ነበር ከዛ ሰዓት ተማሪ ሆነን ባንዲራ እያወረድን ዘምሩ ተብለን ቆመን ነበር ማለት ነው። እናም ጓደኛዬ ከእኔ በኋላ ሆኖ እኔ እየዘመርኩ እሱ ዝም ብሎ ቆሞ ነበር ማለት ነው። እናም እንግዲህ አስተማሪው ይመለከተዋል። ከዛም ለምንድነው የማትዘምር ሲለው አላውቅበትም እኔ ዝማሬውን አልችለውም። ብሎ ይለዋል ከዛም እስከዚህ ክፍል ድረስ ተምረህ እንዴት መዘመር አትችልም ብሎ አንበረከከና ደበደበው። እናም እንግዲህ በእርግጥ መዘመርም አለመዘመርም አንዳንዴ ጉዳት አለው ማለት ነው። እኔ ግን ከዚህ በዘለለ ቤቴ እንኳን ሌላ ዘፈን ከመዝፈን ይልቅ እንደነዛ አይነት መዝሙሮችን መዘመር እጅግ በጣም ያስደስተኛል። ስለሚያስደስተኝም እንግዲህ በስልክ ድምፁን አውርጄ ማለት ነው። ከተለያዩ መተግበሬዎች ላይ አውጥቼ ይህንን ዝማሬ ወይም ደግሞ ይህን የህዝብ መዝሙር የክልሉም ሆነ የሀገሪቱን መዝሙር እዘምረዋለሁ በተለይ ደግሞ የሀገሪቱን የኢትዮጵያን የህዝብ መዝሙር እጅግ በጣም የምወደውና ይህንን እዘምራለሁ ማለት ነው። ከዚህም በተጨማሪ እንግዲህ ሌላ መዝሙር አለ ማለት ነው። ለምሳሌ ብናይ እንግዲህ መንፈሳዊ መዝሙር አለ እንግዲህ ይሄ መንፈሳዊ መዝሙር። አብዛኛው ሁሉም የእምነት ተከታዮች በሚባል ደረጃ የራሳቸው የሆነ ለአምላካቸው የሚያደርጉት መዝሙር ወይም ደግሞ መንፈሳዊ መዝሙር አለ ማለት ነው። ይህ መንፈሳዊ መዝሙር እንግዲህ ብዙ የሆነ ጠቀሜታዎች አሉት ማለት ነው። ሲጀመርም የሰው ልጅ ወደዚህ ምድር የመጣው ኢየሱስ ክርስቶስ ወይም ደግሞ የፈጠረው አምላኩን ሊያመሰግን በዝማሬ ሊያመሰግን ደግሞ በቃሉም እንደዚሁ ሊያመሰግን ይህን የሰው ልጅ ፈጥሮታልና የሰው እንግዲህ ይህንን ትእዛዝ ለመተግበር የግዴታ መዘመር ይኖርበታል ማለት ነው። እናም ይህንን እንግዲህ እኔ ትክምት ውስጥ በማስገባት ሙዚቃ ማዳመጥ ይልቅ ዝማሬ ማዳመጥ ዝማሬ መዘመር እጅግ በጣም ቀልቤን ይስበዋል ማለት ነው። እናም እንግዲህ ዝማሬ መዘመር በጣም ያስደስተኛል። ዝማሬ መዘመር እንግዲህ ስለ ጌታችን መዝፈን ወይም ደግሞ ለጌታችን መግዛትን ወይም ደግሞ ለዚህ ጌታችን መገልገልን የሚያሳይ ነው ማለት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በዋናነትም የሰው ልጅን የፈጠረን እኛን የሰው ልጆችን ማለት ነው በዝማሬ እንድናመሰግነው ስለመፈጠራችን የተለያዩ ምስጋና እንድናቀርብ ነውና በዚህም መሰረት እንግዲህ ዝማሬ መዘመር እጅግ በጣም ያስደስተኛል ማለት ነው። ዝማሬ እንግዲህ ብዙ አይነት ዝማሬዎች አሉ። እነዚህ ዝማሬዎች እንግዲህ የተለያዩ ዝማሬዎች ያ ማለት መንፈሳዊ ዝማሬዎች ራሱ በብዙ መንገድ ይከፈላሉ ማለት ነው። የንስሃ ዝማሬ እንዲሁም ደግሞ የበዓላት ዝማሬ ብለን ልንከፍላቸው እንችላለን። የንስሃ ዝማሬ የምንላቸው እንግዲህ የብቻ ነው የሚዘመሩ ምንም አይነት ከበሮ ሳይመታ በተለይ በጾም ወቅት የሚዘመሩ የዝማሬ አይነቶች ናቸው። እነዚህም ዝማሬዎች በተለይ የአብይ ጾም ተብሎ በሚጠራው ወቅት በብዙ ጊዜ ይዘምራሉ። በተለይ ደግሞ እንግዲህ እነዚህ የስቅለት አካባቢ ወይም ደግሞ ምንድነው? የመከራው ሳምንት የሚባሉት እነዛ አምስቱ ሳምንታት ላይ በነዛ እንግዲህ ብዙ ጊዜ የንስሃ መዝሙሮች ይዘመራሉ። ኪነ ጥበብ የሚዘምራቸው የንስሃ መዝሙሮች

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለው እንግዲህ የቀረበልኝን ጥያቄ ምላሽ ለመስጠት እወዳለው። የቀረበልኝ ጥያቄም እንግዲህ ድንጋይ ስብስብ ታደርጋለህ ነው የሚል? መልሱም አዎ የድንጋይ ስብስብን አደርጋለው። ምክንያቱም የድንጋይ ስብስብ ማድረግ እንግዲህ ቤት በምንሰራበት ጊዜ ለቤታችን። የተለያዩ ካቦችን ለመካብ እንግዲህ የድንጋይ ስብስብ ማድረግ እጅግ በጣም አስገራሚና ጠቃሚ የሆነ ተግባር ነው ማለት ነው። እንግዲህ ይህ የድንጋይ ስብሳቤን እንግዲህ ከተለያዩ ቦታዎች አምተን ልናደርግ እንችላለን። ይህ ማለት እኛ አካባቢ ወንዝ አለ ወይም ደግሞ አፋፍ ብለን የምንጠራው ቦታ ላይ በመቆፈር እንግዲህ ድንጋዩን በሽክማችን ወይም ደግሞ ባህያ ከዚህም በተጨማሪ እንግዲህ በመኪና አስጭነን ዲንጋይ ልናስደፋ እንችላለን አካባቢያችን ላይ። አይ የሚሆንበት እንግዲህ ዋነኛ ምክንያት አካባቢያችን ጭቃ ያለበት በመሆኑ ይህንን ጭቃ ለመከላከል እንግዲህ ዲንጋይ ከላይ ልናደርግ ይገባናል እና ይህንን ዲንጋይ መሰብሰብ ይጠበቅብናል ማለት ነው። እንግዲህ ይህን ዱንጋይ ባህያ በመጫን ቡልካችንን አሁን ደልድለነዋል ማለት ነው። እናም ከዚህ ጭቃ መዳን ይችለናል። የሰው ልጅ እንግዲህ የተፈጥሮን ወይም ደግሞ የተበላሹ ነገሮችን ማለትም በአካባቢያችን ላይ በተለያዩ ምክንያት እንግዲህ ነገሮች ላይመቻቹ ይችላሉ እናም እነዚህ ያልተመቻቹ ነገሮችን የሰው ልጅ እንግዲህ የራሱን ጥበብና ችሎታ እንዲሁም ጉልበት በመጠቀም እነዚህን ያልተመቻቹ ነገሮችን ወደ ምቾት መቀየር ይችላል ማለት ነው። ይህም ሲባል እንግዲህ ለምሳሌ እኛ አካባቢ ላይ ከፍተኛ የሆነ ጭቃ ነበር እና በክረምት አካባቢ ለመንቀሳቀስ እጅግ በጣም አስቸጋሪ ይሆን ነበር በተለይ ደግሞ ለደካሞቹ እጅግ በጣም ፈታኝ ነበር። ነገር ግን ያው ይሄንን ዲንጋይ በመሰብሰብ እንግዲህ በመደልደል በቀጥታ ወደፈለጉት ቦታ እንዲንቀሳቀሱ ቀላልና ምቹ ሁኔታን ፈጥሮላቸዋል ማለት ነው። እና እንግዲህ ጠቅለል ሲል ዲንጋይ መሰባሰብን አደርጋለው የዲንጋይ መሰባሰብ ለብዙ ጠቀሜታዎች ሊውል ይችላል። አንደኛ ቤት ለመስራት ሊሆን ይችላል። እንግዲህ ቤት ስንሰራ ወይም ደግሞ የተለያዩ ህንፃዎች ሲታነጹ በመጀመሪያ ከፍተኛ የሆነ ዲንጋይ ያስፈልጋል ማለት ነው። ይሄ ዲንጋይም ከታች መሰረቱን ለማስቀመጥ እና መሰረቱን ከታች ለመጣል እንግዲህ ዲንጋይ እጅግ በጣም ያስፈልጋል ምክንያቱም ያለ ዲንጋይ ይህንን ለማድረግ በጣም አስቸጋሪ ስለሚሆን ማለት ነው። ይህንን ካላደረግን እንግዲህ ህንፃው ወደ ታች ሊሰምጥ ስለሚችል ዲንጋይ ደግሞ ከባድ ነገሮችን የመሸከም ብቃት ስላለው ማለት ነው። በዚህ በዲንጋዩን ከስር በማድረግ ህንፃውን ከላይ እንድናደርግ ያስችላል ማለት ነው። እናም በእነኚ ምክንያቶች እንግዲህ ዲንጋይ መሰብሰብ እናደርጋለን በነገራችን ላይ ዲንጋይ በከፍተኛ ሁኔታ በከፍተኛ ዋጋ ይሸጣል ማለት ነው። ለዚህም እንግዲህ አላማ ዲንጋይን እሰበስባለው በተለይ ግን እኔ ለመሸጥ ሳይሆን ዲንጋይን የምሰበስበው ቤትን ዙሪያውን ለመካፍ በተለይ በእኛ አካባቢ ቅጠላማው አካባቢ ላይ የሚሰሩ ቤቶች የጭቃ ቤቶች ናቸው እና ብዙ ጊዜ ዲንጋይን የምንጠቀመው እንግዲህ ዙሪያውን ለመካብ ነው። ዙሪያውን የምንክበው እንግዲህ ለምንድነው? ከተባለ ቤቱ ወደ አንድ ቦታ ዘመም እንዳይል ወይም ደግሞ እንዳይወድቅ በደግፎ ስለሚይዝ ዙሪያውን በድንጋይ ካብ እናሲዘዋለን ማለት ነው። እና እንግዲህ ቤታችን በቶሎ እንዳይወድቅ እና እረጃጅም ጊዜ ለመጠቀም ይሄንን ዲንጋይ ክበን ዙሪያውን እንጠቀማለን ማለት ነው። ከዚህም በተጨማሪ እንግዲህ የከብት ማብያ ለማብላት ዲንጋይን መሰብሰብ የግዴታ ይላል። የከብት ማብያ የከብት ማብያ ለማበጀት ምክንያቱም ከሌላ ነገር ብናዘጋጅ እንግዲህ ይህን ድንጋይ በቀላሉ ለመጠቀም አንችልም። ምክንያቱም ከብቶች እንግዲህ ከዚህ ዲንጋይ የተሰራ ከሆነ በቀላሉ ሊያፈርሱት ስለማይችሉ ይዲንጋይ ለመብያነት በመሆን ያገለግላል ማለት ነው። ከዚህም በተጨማሪ እንግዲህ ድንጋዩ ዝናብ ወይም ደግሞ ጭቃ በሚሆንበት ጊዜ ደጃችንን ልንደለድለው እንችላለን ማለት ነው። ባጠቃላይ ዲንጋይ ብዙ ጠቀሜታዎች አሉት እናም እነዚን ጠቀሜታዎች እንግዲህ ለማግኘት የግድ ልንሰበስበው ይገባል። ምክንያቱም ዲንጋይ በራሱ ጊዜ ወደ እኛ ሊመጣ ስለማይችል ነው። እናም እንግዲህ የዲንጋይ መሰባሰብ ማድረግ እጅግ በጣም ጠቀሜታ አለው ማለት ነው። እና እኛ አካባቢም እንግዲህ ከዚህ በተጨማሪ መብያ ወይም ቤትን ከማስደገፍ እንዲሁም ደግሞ ብሎክን ወይም ብሎክን ከመደልደል ደጅን ከመደልደልም በተጨማሪ ድንጋይን አንድ ቦታ በመካብ በሜትር መሸጥ ይቻላል። እና ይህም ስለሆነ እንግዲህ ድንጋይን እንሰበስባለን ማለት ነው። እና ድንጋይን መሰብሰብ ለተ ለያየ አላማ ይውላል። እንደየአካባቢው እንግዲህ ሁኔታ ድንጋይ የሚሸጥበት ወይም ደግሞ ለተግባር ለተለያዩ ስራዎች ምናውልበት መንገድ የተለያየ ቢሆንም። በአጠቃላይ ድንገት